እሺ ሰላም ጤና ይስጥልን እንዴት አደራችሁ እንግዲህ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ላይ ያአትክልት ስራ ታደርጋለህ የሚለውን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። እንግዲህ አዎ ያአትክልት ስራን አደርጋለሁ ማለት ነው። እንግዲህ ያአትክልት ስራን ማለት አትክልት ማለት እንግዲህ። በመጀመሪያ የተለያዩ ምግቦች አሉ ማለት ነው እና። ከእነዚህ የምግብ አይነቶች መካከል አትክልት በጣም ወሳኝ እና ለጤንነታችን አሪፍ የሆነ የምግብ አይነት በመሆኑ ይህንን ያትክልት ስራ አደርጋለሁ ወይ ማለት ነው። እንግዲህ ይህን ትክልት ስራ ማደርገው ለብዙ አላማዎች ነው ማለት ነው። ምክንያቱም የአትክልት ስራ ለምግብነት ለማዋል በጣም አስፈላጊ ነው ማለት ነው። አንደኛም ለራሴ የምግብነት የሚሆን ስለሚያስፈልገኝ ይህ አትክልት እኔ ያአትክልት ስራውን እያደረኩ ለራሴ ለመጠቀም ስለሚያስችለኝ ያአትክልት ስራውን አደርጋለሁ ማለት ነው። በሁለተኛ ደረጃ ደግሞ ይሄን አትክልት ለመሸጥ በጣም አስፈላጊ ስለሆነ እና እጅግ በጣም ውድ የተባለና አሪፍ የሆነ ስለሆነ ይሄን ያአትክልት ስራውን እሰራለሁኝ ማለት ነው። እንግዲህ ያአትክልት ስራን ማድረግ በጣም ለራስም ሆነ ለአካባቢ እንዲሁም ለሀገር በጣም ጠቃሚ የሆነ ነገር ነው ማለት ነው። ምክንያቱም ይህ ያአትክልት ስራ ምክንያታት አትክልት በሀገራችን ላይ በጣም ተፈላጊ እና ተወዳጅ የሆነ ምግብ በመሆኑ እሄን ያትክልት ስራ በማድረግ ሰው እኔን በጣም አድርጎ ይወደኛል ማለት ነው። ምክንያቱም የአትክልት ትሰራ በጣም አስፈላጊ ስለሆነ ለአንድ ሀገር እድገትም ለግለሰብ ደረጃም እድገት በጣም ከፍተኛ የሆነ ጠቀሜታ ስላለው የአትክልት ስራን ጠንክሬ እሰራለሁ ማለት ነው። የአትክልት ስራን እንግዲህ እለት ከእለት ተግባሬ አድርጌ እሰራለሁ ማለት ነው። የትክልት ስራ በብዙ አይነት መንገድ ሊከናወን ይችላል ማለት ነው። አንደኛው እንግዲህ የአትክልት ስራ በክረምት ጊዜ አንዳንድ አትክልቶች ይተከላሉ ማለት ነው። ሌሎቹ ደግሞ በበጋ ጊዜ ይተከላሉ። እንግዲህ ያአትክልት ስራን በሁለት ክረምት በሁለት ወቅት ነው የምሰራው ማለት ነው። አንደኛውን በክረምት አንደኛውን በበጋ በክረምት የሚተክለውን እንግዲህ ከዝናብ ውሃ በመጠበቅ ቀጥታ ዝናቡ አየዛለበት አትክልቱ ያድጋል ማለት ነው። ሌላኛው የበጋው ደግሞ ውሃን በመገደድ ውሃን በመገደብ በማጠጣት ያአትክልት ስራን አተክላለሁ ማለት ነው። እና ይህ ያአትክልት ስራ እንግዲህ በጣም ጠቃሚ ነው። ከሁሉም ግን የበገው የትክልት ስራ በጣም አስፈላጊ ነው ማለት ነው። ምክንያቱም የክረምት የአትክልት ስራው ውሃ ሊበዛበት ይችላል ማለት ነው። ይሄ የሆነበት ምክንያቱም ዝናቡን ማቋረጥ ስለማይቻል የአትክልት ስራው እንግዲህ ውሃ የማይወድ ከሆነ አትክልቱ ሊበላሽብን ይችላል ማለት ነው። የበጋ የአትክልት ስራ ግን መቼም አይበላሽም። ምክንያቱም ውሃውን መጥነን እኛው ስለምናጠጣው ያአትክልት ስራው በጣም አስፈላጊ ይሆናል ማለት ነው። ነገር ግን የበጋ ያአትክልት ስራ ከብድ ያለ ነው ከክረምቱ ይህ የሆነበት ምክንያት ደግሞ ውሃ ተ ሩቅ ቦታ ልንቀዳ እንችላለን ማለት ነው። ለምሳሌ እኔ የክረምት ያአትክልት ስራውን የበጋውን ያአትክልት ስራ ሳደርግ ዋን ከሩቅ ቦታ እየቀዳው ስለነበረ ትንሽ አዳጋች አድርጎብኛል ቢሆንም ግን ግብ ጋሬና አህያ በመጠቀሙ ዉሃውን ስለማመጠው ያን ያክል ከባድ ነው ሚባል አይደለም ማለት ነው። እና ሁላችሁም ያአትክልት ስራ እንድታደርጉ እጋብዛችኋለሁ ማለት ነው። ይህ ያአትክልት ስራ እንግዲህ ወደ ሀብት ማማ ሊያወጣን ይችላል ማለት ነው። በተለይ በበጋ የሚደረግ የአትክልት ስራ በጣም አስፈላጊ ነው። ምክንያቱም በበጋ ወራት አትክልትን ሰዎች ስለማያበቅሉ ውድ ስለሚሆኑ ያንን ሽጠን ለሀብት ማማ ላይ መድረስ የምንችልበት አጋጣሚ ሰፊ በመሆኑ ሁላችሁም ይሄን ያአትክልት ማማ እንድታደርጉ ሁላችሁንም እጋብዛለሁ ማለት ነው። እና አትክልት ማድረግ በጣም ከፍተኛ የሆነ ጠቀሜታ አለው። ለሀገርም ለግለሰብም ማለት ነው። ለሀገር ስንል እንግዲህ አንድ ሀገር ሀብታም ናት የምትባለው ባላት በዜጎች የሀብት ንብረት መጠን ስለሆነ ማለት ነው። እንግዲህ ሁሉም ሰው አትክልት እየሰራ ሀብታም ከሆነ ሀገሪቷም ሀብታም ከሚባሉት ተርታ ስለምትመደብ ይቺ ሀገር እንግዲህ ሀብታም ተብላ ልትጠራ ትችላለይ ማለት ነው። ሌላው ጥቅም ደግሞ ለተለያዩ ሰዎች የምግብነት በቀላሉ ምግብን ማግኘት ስለሚችሉ የሀገራችን ላይ ረሃብ እንዳይከሰት ያደርጋል ማለት ነው። እና በአትክልት በበጋ ላይ መስራት በጣም አስፈላጊ በመሆኑ ሁሉም የአትክልት ስራ እንዲሰራ እመክራለሁ ማለት ነው። እኔም ያአትክልት ስራውን እንግዲህ ጠንክሬ ወደፊትም እሰራለሁ። ያአትክልት ስራውን እንግዲህ በሁለቱ ወር ልትሰሩት ትችላላችሁ እንደሚመቻችሁና እንደየአካባቢያችሁ በተለይ ደግሞ በአካባቢያችሁ ወንዝ የሚኖር ከሆነ በወንዙ ዳርቻ አካባቢ አትክልት ብታለሙ ከፍተኛ የሆነ ጥቅም ታገኛላችሁ። ምክንያቱም የሞተርም ውሃ ሳታወጡ እንዲሁም ደግሞ ለጉልበታችሁም ውሃ ሳታወጡ በቀላሉ የትክልት ስራውን ነው ማከናወን ስለምትችሉ። እንዲህ አይነት እድል ያላችሁ ብትሰሩ በጣም ጥሩ ነው ብዬ እጠይቃችኋለሁ

ሰላም ጤና ይስጥልኝ እንግዲህ ይሄን ጥያቄ ለመመለስ ስለተጋበዝኩ እጅግ በጣም ደስ እያለኝ ይሄን ጥያቄ እንግዲህ እመልስላችኋለሁ ማለት ነው ጥያቄውን በምንጣፍ ላይ ትቀመጣለህ የሚል ነው ማለት ነው? አዎ መልሴ አዎ ነው በምንጣፍ ላይ እቀመጣለሁ እኔም ብቻ ሳልሆን ብዙ ሰው በምንጣፍ ላይ ይቀመጣል በተለይ በከተማ አካባቢ የሚገኙ ሰዎች ብዙ ጊዜ ንጹህ ልብስ ሁሌ ስለሚለብሱ በምንጣፍ ላይ ካልሆነ በሩ ላይ መቀመጥ አይወዱም። እናም እኔም እንዲሁ ያው ሁሌም የምለብሰው አዲስ ልብስ በመሆኑ ያለ ምንጣፍ መቀመጥ በጣም ያስጠላኛል አሁን ለራሱ ከቤቴ ስወጣ ምንጣፍ ይዤ ወጥቸ ነው ነው ማለት ነው ያነጠፍኩት። እቤትም ውስጥ ብቻ ሳይሆን ውጭም ስቀመጥ ያለምንጣፍ መቀመጥ በጣም ያስጠላኛል። እንግዲህ በምንጣፍ መቀመጥ ብዙ ጥቅሞች አሉት ማለት ነው። አቧራውን ለመከላከል በምንጣፍ መቀመጥ አስፈላጊ ስለሆነ ሁሉም ሰው በምንጣፍ መቀመጥን አብዝቶ ይወዳል ማለት ነው። ከዚህም በተጨማሪ እንግዲህ መሬቱ የሚቆረቁር አይነት ከሆነ ምንጣፍ ማድረግ በጣም አስፈላጊ ነው። ለምሳሌ እንኳን ብንወስድ ድንጋይ ላይ የምንቀመጥ ከሆነ ያ ድንጋዩ እየቆየ ስለሚቀዘቅዘን የድንጋዩ ላይ ምንጣፍ አድርገን ብትቀመጥ በጣም ጥሩ ነው ምክንያቱም የእናት ሞትና የድንጋይ መቀመጫ እየቆየ ይቆረቁራል ይላል የሀገሬ ሰው። እናም እንግዲህ ይህንን ማድረግ በጣም አስፈላጊ ስለሆነ ሁላችንም በምንጣፍ ብንቀመጥ ጥሩ ነው። እንግዲህ አፈሩ ላይም የተለያዩ ነገሮች ሊኖሩ ይችላሉ ማለት ነው ነፍሳት፤ ስለዚህም ዝም ብለን የምንቀመጥ ከሆነ እነዛ ነፍሳት እንግዲህ በልብሳችን እና በሰውነታችን ውስጥ በመግባት ጉዳት ሊያደርሱብን ይችላሉ ማለት ነው። እናም በአፈር ዝም ብሎ በመሬቱ ላይ መቀመጥ ጥሩ አይደለም ብዬ ነው የምመክር ማለት ነው። ነገር ግን አንዳንድ ጊዜ መስክ ከሆነ ዝም ብዬ እቀመጣለሁ። አፈርና አዋራ ከሆነ ግን በባዶ ተቀምጬ አላውቅም። በዛ በልብስ አርቄ ወይም ደግሞ የተለያየ ምንጣፍ አለ እነዛ ምንጣፎች ተቀምጬ እቀመጣለሁ ማለት ነው። እና በአጠቃላይ ያለምንጣፍ ባትቀመጡ ደስ ይለኛል ምክንያቱም ያለምንጣፍ መቀመጥ ለጤናም ጠንቅ ሊሆን ስለሚችል ማለት ነው። ከመሬቱ ላይ እንግዲህ የተለያየ ነገር ሊደፋበት ይችላል ማለት ነው። እናም ያ መሬት እኛ ቆዳችን ላይ የተለያየ ችግር ሊያስከትል ስለሚችል ሁላችንም በምንጣፍ ብንቀመጥ የተሻለ ነው። እንግዲህ በምንጣፉም ብዙ አይነት ምንጣፍ ሊሆን ይችላል እኔ ግን አብዝቼ የምቀመጥበት የምንጣፍ አይነት አጉዛ ነው። አጉዛ ደግሞ ከምንጣፎቹ ምቹ ነው ማለት ነው። ከስር ግን ሌላ አይነት ብናደርግበት በጣም ጥሩ ነው ምክንያቱም። ከስር በኩል እንግዲህ ያ አጉዛው ቆዳ ስለሆነ እርጥበት ካገኘው ሊበላሽ ስለሚችል ከስር ፒስታል ወይም ደግሞ ላፒስ ነገር ብናደርግበት አስፈላጊ ይሆናል ጥሩ ይሆናል ማለት ነው። እና ሁላችሁም በዚህ እንድትቀመጡ እጋብዛችኋለሁ በዚህ መቀመጥ ትልቅ የሆነ ጠቀሜታ አለው ማለት ነው። እናም የበበዶ የምትቀመጡ ከሆነ እንግዲህ ሰውነታችሁን ሊያማችሁ ይችላል ማለት ነው ብርድ ብርድ ሊላችሁ ይችላል ስለዚህም ብርድ ልትመቱ ትችላላችሁ ይሄ እንዳይሆን ሁላችሁም በምንጣፍ እንድትቀመጡ እጋብዛችኋለሁ ማለት ነው። እንግዲህ ይሄ በጣም አስፈላጊ የሆነ ነገር በመሆኑ ሁላችሁም እንድታደርጉ ጋብዛችኋለሁ እንግዲህ ፊት ሰዎች ሁላችሁም በነገርኳችሁ መሰረት እንድትቀመጡ በጣም ፍላጎቴ ነው ማለት ነው። እንግዲህ አንዱ ጓደኛዬ በመጀመሪያ ከእኔ ጋር ከመገናኘቱ በፊት አገኘው ቦታ ላይ ዝም ብሎ ያለ ምንጣፍ ይቀመጥ ነበር። ነገር ግን የደረሰውን ጉዳት የሚያመጣውን ጠንቅ ተነገርኩት በኋላ ያለ ምንጣፍ መቀመጥ ፈጽሞ አይወድም ማለት ነው። እናም እንግዲህ እኔ የምላችሁ ይሄንን እኔን የምትሰሙኝ ሁሉ ከዚህ በኋላ ያለ ምንጣፍ እንዳትቀምጡ እነግራችኋለሁ እመክራችኋለሁ ማለት ነው። እንግዲህ በምንጣፍ መቀመጥ ብዙ ጥቅሞች እንዳሉት ሁሉ ብዙ ጉዳቶችም ሊኖሩት ይችላል። እንግዲህ ጉዳቶች ያልኩት ያው ከገንዘብ አንፃር ነው ማለት ነው። ምክንያቱም ገንዘብ አውጥተን ሊሆን ይችላል እነዛ ምንጣፎች የምንገዛቸው ነገር ግን ደግሞ ገንዘብ ሳናወጣ ቀለል ባለ ነገር ምንጣፍ ማዘጋጀት ስለሚቻል ቀለል ያለውን ብትጠቀሙ አሪፍ ይሆናል ብዬ አስባለሁ። በአካባቢያችሁ ያለውንና በጥጋችሁ የምታገኙትን ማንኛውም ለምንጣፍ የሚሆን ነገር ሁሉ ብታውሉ በጣም ጥሩ ይሆናል። እንግዲህ አንዳንድ ጊዜ ከባድ የሚያደርገው ይህን ምንጣፍ ሩቅ ቦታ ከሄድን ምንጣፍ ከሌለ እንግዲህ እብድ አካባቢያችንን መቼም ተሸክመን ለመዞር አዳጋይች ስለሚሆን በበሩ የምንቀመጥበት ጊዜ አስገዳጅ ሊሆንብን ይችላል ማለት ነው። ነገር ግን በዚህም አካባቢ ቢሆን በምናገኘው ልክ በቻልነው መጠን ምንጣፍ ብንጠቀም በጣም ጥሩ ይሆናል ማለት ነው። እንግዲህ ምንጣፉ ብዙ አይነት ነገር ሊሆን ይችላል ለምሳሌ አካባቢያችንን እረቀን ከሄድን እና ያለንበት ቦታ ምንጣፍ ማግኘት በጣም ከባድ የሚሆን ከሆነ ቅጠል ልንጠቀም እንችላለን ያንንም ቢሆን ደልደል አድርገን ከተቀመጥን ለእኛ ምቹ ሁኔታን ይፈጥርልናል ስለዚህ በቅጠል መቀመጥ በጣም አስፈላጊ ነው። ምንጣፍ ማድረግ ዋነኛና ደስ የሚል ለጤናም ሆነ ለልብሳችን እንዲሁም ደግሞ ለኛውም ለሰውነታችን ጽዳትና ውበት ጥሩ ነው ማለት ነው። አመሰግናለሁ።

እሺ ሰላም ሰላም ጤና ይስጥልኝ አመሰግናለሁ። እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። በመጀመሪያ ጥያቄውን ሳነብላችሁ በመሬት ላይ መቀመጥ ተመቻችሁ ይላል እንግዲህ በመሬት ላይ መቀመጥ ተመቻችሁ ለማለት ይመስለኛል። በመሬት ላይ መቀመጥ እንግዲህ ብዙም አይነት ምቾት የለውም ማለት ነው። የራሱ የሆነ ጠቀሜታና ጉዳት አለው ነገር ግን ከጉዳቱ ይልቅ ጥቅሙ ያመዝናል ብዬ ነው የማምነው ማለት ነው። እንደኔ እንግዲህ በመሬት ላይ መቀመጥ ማለት ምንም አይነት መሳሪያ ሳንጠቀም በተለይ ከፍ ያለ ነገር ላይ ሳይሆን መሬት ላይ የምንቀመጥ ከሆነ በመሬት ላይ መቀመጥ ተብሎ ይጠራል ማለት ነው። ይህ በመሬት ላይ መቀመጥ ማለት እንግዲህ ያለምንም ምንጣፍ ማለታችን ሳይሆን ወንበርን ተጠቅመን ወይም ደግሞ የተለያዩ መሳሪያዎች አልጋ ላይ ሊሆን ይችላል ይሄ አልጋ እንግዲህ ዲንክ አልጋ ወይም ደግሞ ተለቅ አልጋ ያለ አልጋ ሊሆን ይችላል ማለት ነው። እና እነዚህን የተለያዩ ወንበሮች አሉና እነዚህን ተጠቅመን የምንቀመጥ ከሆነ መሬት ላይ አይደለም እንላለን ማለት ነው። እንግዲህ በመሬት ላይ እንደነገርኳችሁ መቀመጥ ጥቅምም ጉዳትም አለው ብያለሁ ማለት ነው። ከጥቅሙ ስነሳላችሁ መሬት ላይ መቀመጥ እንዳሻችን ዜና ብለን እንድንቀመጥ ያደርገናል ማለት ነው። ለምሳሌ ወንበር ላይ ከሆነ ኩርምት ብለን ጠባብ ምናምን ሊሆን ስለሚችል እንደሻችን ወደፈለግነው አቅጣጫ መንቀሳቀስም ሆነ ወደዛ ወደዚህ ማለት ስለማይቻል ከዚህ አንፃር ያን ያክል ጥቅም ላይኖረው ይችላል ማለት ነው። መሬት ላይ መቀመጥ ግን እንደ አሻችን ዘና ብለን ስለምንቀመጥ እንደ አሻችን ወደ ፈለግነው አቅጣጫ ልንሸራተትም ልንዞርም ልንከባለልም እንችላለን ማለት ነው እንደፈለግን ስለዚህ ይሄ የመጀመሪያው ጥቅሙ ይሆናል ማለት ነው። ከጉዳቱ ስነሳ ደግሞ እንዲሁም ከጥቅሙም በዚሁ ላይ በተጨማሪ ማመሬት ላይ መቀመጥ ምንም አይነት ወጭን አያስወጣም ማለት ነው። ምክንያቱም መሬት የተፈጥሮ በመሆኗ ማንም ሰው መሬት ላይ ስንቀመጥ ሊከለክለን አይችልም። ነገር ግን መሬት ላይ ስንቀመጥ የተለያዩ መሳሪያዎችን የምንጠቀም ከሆነ መሬት ላይ ስንቀመጥ ብዙ ነገሮችን ሊያስከትልብን ይችላል ማለት ነው። ያ ማለት ምንም አይነት ብር ሳናወጣ በመሬት ላይ እንደፈለጋችን መቀመጥ የምንችልበት ሁኔታ ነው ማለት ነው። ሁላችሁም እንግዲህ የራሳችሁ ምርጫ ሊሆናችሁ ይችላል የኔ ምርጫ ግን መሬት ላይ መቀመጥ አሪፍ ነው ብዬ ስለምወስድ ገጠረም አካባቢ ያደኩ በመሆኔ ይህ መሬት ላይ እቀመጣለሁ ብዙ ጊዜ ማለት ነው። እዚህ መሬት ላይ ስቀመጥ እንግዲህ በአሪፉ መሬት ላይ አይቼ ነው የምቀመጠው ማለት ነው። እና እዚህ መሬት ላይ ስቀመጥ በባዶ ከሆነ ሊቆረቁረኝ ማለት ነው። ይህ እንዳይሆን እንግዲህ የፈለኩትን ማንኛውም አይነት መሳሪያ ተጠቅሜ ወይም ደግሞ ምንጣፍ ማለቴ ነው ይሄንን ተጠቅሜ እቀመጣለሁ ወይ ማለት ነው። እና ሰፋ ያለ ምንጣፍ አንጥቤ ወደ ፈልኩት አቅጣጫ ለመንቀሳቀስ ዘና ብዬ ስለምቀመጥ እንግዲህ ይሄ ለኔ ትልቅ አድቫንቴጅ ነው ወይም ደግሞ ትልቅ ጥቅም ነው ብዬ አስባለሁ እና ሁላቹህም ይሄንን እንድታስቡበት ይገባል ማለት ነው። ብዙ ጊዜ መሬት ላይ የሚቀመጡ ገጠራማው አካባቢ የሚገኙ ሰዎች ናቸው ማለት ነው። እንግዲህ እነዚህ ሰዎች ምንጣፍም ሆነ ያለምንጣፍ እንደዚሁ መቀመጥ ችግር የለባቸውም ይህ የሆነበት ምክንያትም ብዙ ጊዜ የሚለብሱት የቆሸሸ ወይም ደግሞ የስራ ልብስ በመሆኑ ነው። ነገር ግን አዲስ ልብስ ልብሰው ከመጡ ግን መሬት ላይ መቀመጥ በጣም ያስጠላቸዋል ወንበር ላይ ወይም ደግሞ ከፋ ያለ አልጋ ላይ ጥንቅ አልጋ ላይ መቀመጥ በጣም ሁሉም ሰው ያስደስተዋል። እናም እንግዲህ ሁላችሁም እንደየ ባህሪያችሁ ሊለያይ ይችላል ማለት ነው። እና እንደለበሳችሁት የልብስ አይነት የመቀመጫችሁ እንትን ሊለያይ ይችላል ማለት ነው። እና እንግዲህ እኔ ጠቅለል ሳደርገው ልብሴን አዲስ ልብስ ከለበስኩኝ መሬቱ ላይ ምንጣፍ በማድረግ እንዲሁም ደግሞ መሬቱ በጣም መጥፎ አይነት መሬት አፈር አቧራ እንዲሁም ደግሞ የተለያዩ ነፍሳት የሚኖሩበት ከሆነ ምንጣፍ ከላዩ ላይ በማስቀመጥ ከላዩ ላይ ዘና ብዬ እቀመጣለሁና ይሄ እንግዲህ ለኔ ምቾትን ይሰጠኛል ማለት ነው። እንዲሁም ደግሞ በሌላ ጊዜ የተለያዩ መሳሪያዎችን ወንበር ወይም ደግሞ ፍራሽ አልጋ በመጠቀም ልቀመጥ እችላለሁ ማለት ነው። እንግዲህ እንደዚህ ሆኜ በምቀመጥበት ጊዜ ምቾቱ በመሬት ከምቀመጥበት ጋር ሲነጻጸር በጣም አነስ ያለ ነው ምክንያቱም እንዳሻኝ ስለማልሆን ጥበብ ስለሚል ማለት ነው። ለምሳሌ አሁን ተቀምጬ ያለሁበት ከመሬት ላይ የሆነ እንጨት አይነት ነገር አስቀምጬ ነው። እና ይህ መቀመጫ በጣም ይቆረቁራል ማለት ነው ያማል ብዙም ምቾትን አይሰጥም። ምክንያቱም ጠበብ ያለ ስለሆነ እንጨቱ ማለት ነው። መሬት ቢሆን ግን ሰፋ ያለ መሬት እና ድልድል ያለ ድልድል ያለ መሬት ከሆነ እንዳሻችን ወደፈለግነው አቅጣጫ የመንቀሳቀስ እድሉን ስለሚያመቻችልን ለእኛ በጣም ምቹ የሆነ ነው። ብዬ አስባለሁናም ይሄ ስለሆነ ሁላችሁም እንግዲህ የራሳችሁን ምርጫ ልታደርጉ ትችላላችሁ

ሰላም ሰላም ጤና ይስጥልኝ እንግዲህ ጾም ትጾማለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ጾም ምን ማለት ነው የሚለው? ላይ ስንነሳ ጾም ማለት እንግዲህ በጾም ቀናት ማለት ነው። ምንም አይነት ምግብ ወይም ደግሞ የሚበላና የሚጠጣ ማንኛውንም አይነት ምግብ ከመብላት መከልከል ማለት ነው። ከዚህም በተጨማሪ እንግዲህ የተለያዩ ተግባራትንም አብሮ መጾም እንዲሁ በጣም አስፈላጊ ነው። ለምሳሌ ሚስት ወይም ደግሞ ወደኛ ያለን ከሆነ ከግብረ ስጋ ግንኙነት መከልከል አብሮ ጾም ከሚባለው ጋር አብሮ ይመደባል ማለት ነው። እንዲሁም ደግሞ አንዳንዱ አይን ይጹምም አፍ ይጹም የሚባል ነገር አለ ማለት ነው። ይህ ማለት በአፋችን በጾም ሰዓት መጥፎ ነገርን ከመናገር መቆጠብ እንዲሁም ደግሞ መጥፎ ነገርን ከማየትም እንደዚሁ መቆጠብ ጾም ተብሎ ሊጠራ ይችላል ማለት ነው። እንግዲህ የጾም ማለት አንድ ክርስቲያናዊ ሰው ግዴታው ነው ማለት ነው። መጾም ጾም ማለት እንግዲህ ክርስቲያናዊ ግዴታ ሲሆን በመንፈስ ከእግዚአብሔር ጋር በቀላሉ ለመገናኘት እና አምላካችን ኢየሱስ ክርስቶስን ለማነጋገር ጾም እጅግ በጣም ወሳኝ በመሆኑ ይህንን ጾም እጾማለው ማለት ነው። አብዛኛውን ክርስቲያን የሆነ ወይም ደግሞ ኦርቶዶክስ የሆነ ሰው ብዙ አጽዋማት በአመት ውስጥ ይገኛሉ ማለት ነው። እናም ከነዛ አጽዋማት ውስጥ ብንነሳ የአርብ ረእቡ ጾም የሚባሉት ናቸው። ሌላው ደግሞ የፍልሰታ ጾም የሚባል አለ ሰኔ ጾም የሚባል አለ የአርባ ጾም አርባ ጾም የሚባል አለ ማለት ነው። እና ብዙ አይነት ጾሞች አሉ የነነዌ ጾም የሚባሉ ጾሞች አሉ ማለት ነው። እና እነዚህን ሁሎችንም ጾሞችን እኔ እጾምሃለሁ ወይም ማለት ነው ምክንያቱም ክርስቲያን እንደመሆኔ ኦርቶዶክስ እንደመሆኔ መጠን መጾም ግዴታዬ ስለሆነ። እንግዲህ ጾም ማለት በጣም ጥሩ የሆነ እግዚአብሔር ለእኛ እንዲያዝንልን እንዲራራልንና የምንሰራው የምናደርገው ሁሉ የተባረከ ይሆንልን ዘንድ እግዚአብሔር እንዲባርክልን መጾም በጣም አስፈላጊ ነገር ነው ማለት ነው። እና እግዚአብሔር አምላክ እንግዲህ የጾምነውን ይባርክልናል የጾምነውን ይቀድሰናል ማለት ነው። እናም ይህንን ቅድስናና ብርክና ለማግኘት ጾም መጾም በጣም አስፈላጊ በመሆኑ ሁላችሁም ትጾሙ ዘንድ እነግራችኋለሁ ማለት ነው። ነገር ግን አንዳንድ ሰዎች ጾሙ ስለሚያማቸውና ስለሚቸገሩ ወይም ደግሞ መጾም በራሱ ከባድ ስለሆነ ሁሉም ሰው ጾምን ይጠላል ማለት ነው። ይህ የሆነበት ምክንያቱም እንግዲህ መጾም በጣም ከበድ ያለ ነገር እና ከምግብም ሆነ ከሌላ ነገር መከልከል በጣም ከባድ በመሆኑ ምክንያት ለሰዎቹ እንግዲህ ጾምን በጣም ይፈሩታል ማለት ነው። ነገር ግን ጾም የሚለመድ አይነት ነገር ነው። በመጀመሪያ ሊርባን ይችላል ነገር ግን ደጋግመን የምንጾም ከሆነ እንደ ልምድ አይተነው መጾም እጅግ በጣም ቀላል ስለሆነ ሁላችሁም እንድትጾሙ እጋብዛችኋለሁ ማለት ነው። እኛ ብቻ ሳንሆን ጾም እንግዲህ እግዚአብሔር አምላክም ጾሟል ማለት ነው አርባ ቀን እና አርባ ሌሊት ጾሞ ለእኛ መጾም እንዴት እንደሆነ አሳይቶናል ማለት ነው። እና የሱን ፈለግ ለመከተል እኛም ጾም መጾም ግዴታችን ስለሆነ ሁላችሁም ክርስቲያን የሆናችሁ በተለይ ኦርቶዶክሳውያን ደግሞ ጾምን እንድትጾሙ እላችኋለሁ ማለት ነው። እንግዲህ መጾም ብዙ አይነት ጠቀሜታ አሉት ማለት ነው። የመጀመሪያው ጠቀሜታ እንግዲህ ሰይጣን እንዳይፈታተነን በጾም በረሃብ አለንጋ ልንቀጠው ይገባል ማለት ነው። ጾም መጾም እንግዲህ ብዙ ጥቅሞች አሉት። አንደኛው እግዚአብሔር እኛን እንዲባርከንና እንዲወደን የምንሰራው የምናደርገው ሁሉ የተባረከና የተቀደሰ እንዲሆን ያደርግልናል ማለት ነው ጾም መጾም በጣም አስፈላጊ ነው። ለስጋችንም ሆነ ለመንፈሳችን ማለት ነው። አንዳንድ ጊዜ ሰዎች ዝም ብሎ ቶሎ ቶሎ በመብላት የደም ግፊት ወይም ደግሞ ከፍተኛ የሆነ ውፍረት ይይዛቸዋል ማለት ነው። ይህ በሚሆንበት ጊዜ ጾም ይጾማሉ ማለት ነው። እንግዲህ ጾም የተወሰነ ሰውነትን ከሳ ያደርጋል ማለት ነው። ወፍራም ሰውነት ያላቸው እንግዲህ ጾም ቢጾሙ በጣም አሪፍ ነው ተብሎ ይመከራል ማለት ነው። ጾም መጾም በጣም ብዙ ጠቀሜታዎች አሉት እና እነዚህን ጠቀሜው ለማግኘት እና እነዚህን ለመቀበል ደግሞ ጾም ጾም ከሁላችንም የሚጠበቅ ነገር በመሆኑ ሁላችሁም ጾም እንድትጾሙ እላችኋለሁ ማለት ነው። በተለይ ደግሞ ኦርቶዶክስ ስለሆናችሁ ሰዎች ይህንን ጾም መጾም በጣም አስፈላጊ በመሆኑ ሁላችሁም እንድትጾሙ ስል አሳስባለሁ። ጾም መጾም እንግዲህ ሁለት አይነት ጠቀሜታዎች አሉት አንደኛው መንፈሳዊ ጠቀሜታና አካላዊ ጠቀሜታ ይኖረዋል። መንፈሳዊ ጠቀሜታ ስንል እንግዲህ ጾም በምንጾምበት ጊዜ መንፈሳችን ትደሰታለች ነፍሳችን ደስተኛ ትሆናለች ማለት ነው መንፈሳችን እና ነፍሳችን ደስተኛ ከሆነች ደግሞ የተለያዩ ተግባራትን በቅንነት ለማከናወን ያስችለናል። ነገሮች ሁሉ በቅንና በጥሩ ሁኔታ ይጓዙልናል ማለት ነው። ጾም የምንጾም ከሆነ እግዚአብሔር የምንሰራውንና የምናደርገውን ሁሉ ይባርክልናል እድሜያችንንም እግዚአብሔር ያረዝምልናል ማለት ነው። በአጭሩ አንቀጭም ጾሜም የማንጾምና መጥፎ ነገርን የምናደርግበት ነገር ግን በአጭሩን ልንቀጭ እንችላለን ማለት ነው

ሰላም ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ ለመመለስ እወዳለሁ ማለት ነው። በመጀመሪያ ደረጃ ታሪክ መዘከር ትወዳለህ የሚለው ጥያቄ ምላሽ ለመስጠት። ወደ እናንተ መጥቻለሁ ማለት ነው። አዎ ታሪክ መዘከር በጣም አድርጌ ነው የምወደው ማለት ነው። እንግዲህ ታሪክ መዘከር ሲባል ታሪክን ለሚያውቁ ወይም ደግሞ ለማያውቁም ሊሆን ይችላል ለማበረታታት። ታሪክን መናገር ስለ ታሪክ ማውራት ስለ ታሪክ መተግበር የተለያዩ ስራዎችን ማከናወን ማለታችን ነው ማለት ነው። እንግዲህ ብዙ የሚዘከሩ የታሪክ አይነቶች አሉ ማለት ነው። እና እነዚህን የታሪክ አይነቶች ሁሉንም እዘክራለሁኝ ለምሳሌ ያድዋ በዓል አሁን ወደፊታችን ነው ማለት ነው። እና እሱን ያድዋ በዓልም ለመዘክር በዝግጅት ላይ ነን ማለት ነው። እኔም ጓደኞቼ እንግዲህ ታሪክን መዘከር በጣም ጥሩ ነው። ምክንያቱም ታሪካችን እንዳይበለሽና ለቀጣዩ ትውልድ እንዲተላለፍ ታሪክን መዘከር አማራጭ የሌለውና በጣም ጥሩ የሆነ ጉዳይ በመሆኑ ታሪክን መዘከር ከሁላችንም የሚጠበቅ ነገር ነው ማለት ነው። እንግዲህ ይሄ አድዋ የተባለው ታሪክ ማለት ነው። አባቶች ጀግኖች ተዋድቀው ሞተውና ቆስለው የኢትዮጵያ ሀገራችንን ከባርነት እና ከነጻነት ያወጡበት መንገድ ነው ማለት ነው። እና ይህ በመሆኑ ይህንን ታሪክ መዘከር ከሁላችንም የሚጠበቅ ነው ከእያንዳንዳችን ዜጋ ማለት ነው። ምክንያቱም ታሪክን መዘከር ጥቅሙ እንግዲህ ታሪክ እንዳይረሳና ኋላ ላይም ልጆቻችን እኛም ማለት ነው የአድዋን ጀግኖች እያሰብን ኢትዮጵያ ሀገራችንን ከተለያዩ ጠላቶች ለመጠበቅ ያስችለናል ማለት ነው። እንግዲህ ታሪክን መዘከር ብዙ ጠቀሜታዎች አሉት ማለት ነው። ታሪክን መዘከር እንግዲህ ታሪካችንን እንዳንረሳና ታሪካችንን ይዘን እንድንቀጥል የጀግኖች ልጅ ነን የሚለው ስሜት በልብችን ላይ አድሮ ማንም ሀገር ሀገራችንን እንዳይወራትና እንዳይጥላት ለማድረግ ስለሚያስችለን ማለት ነው። ታሪክን መዘከር ብዙ አይነት ጠቀሜታዎች አሉት ማለት ነው። የመጀመሪያው ጠቀሜታ እንግዲህ ታሪክን የራስን ታሪክ ላለመርሳት ማለት ሲሆን ታሪክን ለመድገምም ስለሚያስችለን ነው ማለት ነው። ሌላኛው ደግሞ ታሪክን ማድረግ ማለት እንግዲህ ብዙ አይነት ጠቀሜታዎች አሉት እንግዲህ ታሪክን መዘክር ስንል ያላወቁ ሰዎች እንዲያውቁ ማድረጋችን ነው ማለት ነው። እና እነዛ ሰዎች ከታሪክ ብዙ ነገርን ሊማሩበት ይችላሉ ማለት ነው። እንግዲህ ከታሪክ ብዙ አይነት ትምህርቶችን እናገኛለን አሁን እንዳልኳችሁ እንግዲህ ከዚህ ካድዋ ታሪክ ላይ ማለት ነው ታሪክን ስንዘክር ጀግኖች እንዴት አድርገው ሀገራቸውን ከወራሪና ከመጥፎ ነገር እንዳዋሉ ያስችለናል ማለት ነው። ከዚህም በተጨማሪ እንግዲህ ታሪክን መዘከር ፍቅርን ሊጨምር ይችላል ማለት ነው። እንግዲህ በአሁኑ ወቅት ኢትዮጵያ በጣም በትርምስ ላይ ናት። እና ታሪክን ስንዘከር አድዋን ስንዘከር ግን በአድዋ ላይ የተሳተፉ ሁሉም ጀግኖች እና አርበኞች ከሁሉም የሀገሪቱ ክፍል የተወጣጡ በመሆናቸው ስለነዛ እንግዲህ እንደነዛ እንድንሆንና ፍቅራችንን ከፀብ ይልቅ በፍቅር እንድንኖር ያስችለናል ማለት ነውና ታሪክን መዘክር ብዙ አይነት ጠቀሜታች አሉት ማለት ነው። በተለይ ደግሞ እንደኛ እንደ ኢትዮጵያውያን ታሪክን መዘክር ግዴታችን ነው ምክንያቱም። ኢትዮጵያ ሀገራችን እንግዲህ በድሮ ጊዜ ብዙ ታሪክ አዘናከነውናለች ማለት ነው። እና እነዚህን ታሪኮች እንግዲህ መዘከርና ማድረግ ከሁላችንም የሚጠብቅ ግን ተግባር በመሆኑ ሁላችንም ታሪክን መዘከር ልምድና ተግባራችን አድርገን ልንዘልቅ ይገባል ማለት ነው። እናም ጓደኞቼ ሁላችሁም ታሪክን ትዘክሮ ዘንድ እነግራችኋለሁ ማለት ነው። እንግዲህ ታሪክን መዘከር ሲባል በላይ ለምሳሌ ስለ በላይም እንዘክራለን ማለት ነው። በላይ ማለት በጎጃም የሚገኝ ጀግና ስለሆነ የሱን ታሪክ እንዘክርለታለን ማለት ነው። እና ይሄንን ታሪክ እንግዲህ በመዘከር የተለያዩ ነገሮችን ጥቅሞችን እናገኛለን ማለት ነው። እና ሁላችሁም ታሪክን እንድትዘክሩ ጋብ እጋብዛችኋለሁ ማለት ነው። ታሪክን መዘክር ህፃናትንም ማስተማር ነው ማለት ነው። የማያውቁ ስለሆኑ እነዛ ህፃናት እንግዲህ ስለ ታሪካቸው ስለ ሀገራቸው ከፍተኛ የሆነ ጥልቅ የሆነ ፍቅር እንዲያድርባቸው ያደርጋል ማለት ነው። ምክንያቱም ሀገራችንን የማናውቃት እና ስለ ሀገራችን ታሪክ የማይዘከርልን ከሆነ እውቀቱ ስለማይኖረን ስለ ሀገራችን ያለን ግንዛቤ እና ስለ ሀገራችን ያለን ፍቅር ያን ያህል ከፍተኛ የሚባል እና ጥሩ የሆነ ላይሆን ይችላል ማለት ነው። እናም የሀገርን ፍቅር ለመጀመርም ታሪክን መዘከር በጣም አስፈላጊ ይሆናል። ከዚህም በተጨማሪ ደግሞ በግለሰብ ደረጃ ጥቅም አለው። ምክንያቱም ከታሪክ ብዙ ነገር በህይወታችን ላይ የምንማረውና ለህይወታችን ጠቃሚ የሆኑ ብዙ ነገሮች ስላሉ ታሪክን በመዘከራችን እነዚህን ጥቅሞች ማግኘት ስለምንችል ማለት ነው። እንግዲህ ታሪክን መዘከር ለሁለቱም ጥቅም አለው ማለት ታሪክን ለሚዘከረውም ሆነ ታሪክ ለሚዘከርለት ወይም ደግሞ አድማጭ ለሆነው ማህበረሰብ ጥቅም አለው ማለት ነው። ታሪክን የሚዘክረው ሰው ብዙ ጥቅሞች አሉት የመጀመሪያው ከሰውዬ ጋር መወደድን ያተርፍለታል ማለት ነው። እንዲሁም ደግሞ ታሪኩን እንዲያስታውስ ያደርግለታል። ስለዚህ ታሪክን መዘከር በጣም አሪፍ ነው። ሌላው ደግሞ ለተዘካርያን ወይም ደግሞ ለተደራሲያን ትልቅ ጥቅም አለው። ምክንያቱም ታሪኩን የሚያውቁት ከሆነ ያንን ታሪክ እንዲያውቁት ያግዛቸዋል ከዚህም በተጨማሪ ስለ ታሪካቸው ሰፋ ያለ

ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ የቀረበልኝ ጥያቄ ለመመለስ በደስታ ወደዚህ መጥቻለሁ ማለት ነው የቀረበልኝ ጥያቄ ሙዚየም መሄድ ትወዳለህ የሚል ነው አዎ ሙዚየም መሄድ በጣም ያስደስተኛል። ሙዚየም ሁሌ እሄዳለሁ ማለት ነው እንግዲህ ሙዚየም ብለህ የምንጠራው ነገር የተለያዩ ታሪክ የሚቀመጥባት አልባሳት ሊሆን ይችላል የታሪክ መጽሐፍት ሊሆን ይችላል የተለያዩ ግርሎች እና የተለያዩ ነገሮች ተሰንደው የሚገኙበት ቦታ ማለታችን ነው። እናም እንግዲህ እዚህ ሙዚየም ላይ መሄድ በጣም ያስደስተኛል እኔም ብቻ ሳልሆን አብዛኛው ሰው ወደ ሙዚየም መሄድ ይወዳል ማለት ነው። እንግዲህ ወደ ሙዚየም መሄድ የጀመርኩት ገና ህፃን እያለሁ ነበር ማለት ነው። አባቴ በጣም ታሪክን ይወድና ታሪክን ማንበብ ታሪክን መረዳት እጅግ በጣም ደስ ይለው ስለነበረ ወደ ሙዚየም ይዞኝ እሄድ ነበር ማለት ነው። እንግዲህ በዚህም የተነሳ ወደ ሙዚየም ሁሌ መሄድ ከምንም በላይ የሚያስደስት የተግባር ይሆናል ማለት ነው። ሙዚየም አንድ ጊዜ ብታውቅ ከዛ በላይ ሁሌ ወደ ሙዚየም እንደሚያስደስታችሁ አልጠራጠርም። ስለዚህ ወደ ሙዚየም መሄድ መልመድ እንዳለባችሁ እነግራችኋለሁ እንግዲህ የዚህ ሙዚየም ላይ ብዙ ነገሮችን እናያለን ማለት ነው። ከእነዚህ ነገሮችን መካከል እንግዲህ እና ጠቀሜታዎች መካከል የመጀመሪያው እንግዲህ በመጀመሪያው ሙዚየሙን ስንደርስ የተለያዩ ቅርጻ ቅርጽ ስዕላት እንዲሁም ደግሞ መጽሐፍት ሊሆኑ ስለሚችሉ እነዛን በማየት እንግዲህ መንፈሳዊ እርካታ ወይም ደግሞ በመንፈሳችን ደስ የተሰኘን እንድንሆን ደስታን ለመፍጠር ያስችለናል ማለት ነው። በሁለተኛ ደረጃ እዚህ ሙዚየም ላይ መሄድ ስለ ሀገራችን ጥልቅ የሆነ ፍቅር እንዲኖረን ያደርጋል እንዴት ከተባለ ሀገራችን ላይ ያሉ ተግባራት ያሉ ቀደም ላይ የተሰሩ ነገሮች እዛ ስለሚቀመጡ እነዛን በማየት እንግዲህ ሀገራችንን በደንብ እንድናውቃት ስለሚያደርግ ስለ ሀገራችን ፍቅር የጨመሩልናል ማለት ነው። እና ሙዚየም እህድ በጣም ጥሩ ነገር ነው። ሙዚየም እንድትሄዱ እጋብዛችኋለሁ። ከዚህም በተጨማሪ ደግሞ በሀገር ደረጃም ወደ ሙዚየም ስንሄድ ጥቅም አለው ማለት ነው። እንዴት ጥቅም አለው ካላችሁኝ እንግዲህ ሙዚየም ለማየት ብር አወጣን ሙዚየሙን የምናይበት መግቢያ ብር ያስፈልጋል ማለት ነው። እና ይህ ብር ተሰባስቦ ለሀገሪቱ ስለሚውል ወደ ሙዚየም መሄድ ለሀገሪቱም ትልቅ ጥቅም ነው ማለት ነው። እንግዲህ ወደ ሙዚየም የሀገር ውስጥ ሰው ብቻ ሳይሆን ውጭ ያሉ ሰዎችም ሙዚየም ላይ ይመጣሉ ማለት ነው። ሙዚየምን ለማየት ወደ ከውጭ ሀገር ወደ ሀገራችን ይመጣሉ ማለት ነው። ለምሳሌ ብናይ ከቻይና ከአሜሪካ እንደውም ግን ደሞ ከእስራኤል እና ከተለያዩ የሀገሪቱ ክፍሎች ወደ ኢትዮጵያ እየመጡ ሙዚየምን ይጎበኛሉ። ምክንያቱም ሙዚየሙ እንግዲህ ኢትዮጵያ ውስጥ የሚገኘው ሙዚየም እጅግ በጣም የሚያስደስትና የሚያረካ ነው ማለት ነው። ምክንያቱም በኢትዮጵያ ብዙ ታሪኮች ባለቤት በመሆኗ የዛ ታሪክ ደግሞ ተሰንዶ የሚገኘው እዚህ ሙዚየም ውስጥ ነው ማለት ነው። እንግዲህ በግለሰብ ደረጃም ደግሞ ይሄንን ሙዚየም ማየት ጥቅም አለው ማለት ነው። ያንን ሙዚየም በማየት ነገሮች እንዴት እንደተሰሩ ከምን እንደተሰሩና ለምን እንደሚያገለግሉ በቀላሉ እናውቃለን ማለት ነው። እናም ደግሞ ይህንን ስራ በማየት እኛም የራሳችንን አሻራ እንድናስቀምጥና እንድንሰራ ያስችለናል ማለት ነው። በተለይ ደግሞ የተወሰነ ችሎታ ያለንና ለማዳበር በጣም አስፈላጊ ነው ማለት ነው። ከዚህም በተጨማሪ ምንም አይነት ችሎታ የሌላቸው ሰዎችም ወደ ሙዚየም በመሄድ የነገሮችን አሰራር በቀላሉ ስለሚረዱ በቀላሉ ነገሮችን እንግዲህ ማግኘት እና ከዛ መረዳት ይችላሉ ማለት ነው። እና ወደ ሙዚየም መሄድ በጣም አስፈላጊ በመሆኑ ሁላችሁም ወደ ሙዚየም እንድትሄዱ እጋብዛችኋለሁ። ሀገራችሁን በደንብ እንድታውቁ ስለሚያቅዛችሁ ወደ ሙዚየም ሁሌ ብትሄዱ በጣም ጥሩ ነው ብዬ እመኛለሁና እንድትሄዱ ገብቻችኋለሁ። እኔ እንግዲህ ወደ ሙዚየም በወር አራቴ ወይም አምስቴ እሄዳለሁ ማለት ነው። ምክንያቱም ወደ ሙዚየም መሄድ ስለ ሀገሬ ፍቅር ስለሚጨምርልኝ እንደውም ደግሞ ለመዝናናት ስለሚያደርግልኝ ማለት ነው። እንግዲህ ወደ ሙዚየም የሚሄድበት የተለያየ ቀን አለኝ ማለት ነው። ይሄም ቀን ደግሞ ስራ በማይኖረኝና መዝናናት ሲያስፈልገኝና በጣም በሚደብረኝ ጊዜ ወደ ሙዚየም እየሄድኩ መዝናናትን አደርጋለሁ ማለት ነው። ወደ ሙዚየም መሄድ እንግዲህ በመንፈስ እርካታ እኔ የሚፈጥርልኝ ከሆነ በጣም በሚደብረኝና እረፍት ሰዓት በሆንኩበት ጊዜ ወደ ሙዚየም ሄጄ ራሴንና ሰውነቴን ዘና አድርጌ እመለሳለሁ ማለት ነው። ከዛም እንግዲህ ሙዚየም በመሄዴ ብዙ ጥቀሜታዎችን አግኝቻለሁ ማለት ነው። ይህም የሆነበት ምክንያት ሀገሬን በደንብ እንዳውቃት ረድቶኛል ምክንያቱም የሀገሬ ላይ የተከናወኑ ትላልቅ ነገሮች ስራዎችና ጥበቦች ውስጥ ተሰንድረው ስለሚገኙ ሙዚየሙ ላይ በመሄዴ ትልቅ ጠቀሜታ አግኝቻለሁ ማለት ነው። እናም እንግዲህ የምነግራችሁ ሁላችሁም ወደ ሙዚየም እንድትሄዱ ጋብዛችኋለሁ በተለይም ሙዚየም ሄዳችሁ የማታውቁ ሰዎች ወደ ሙዚየም እየሄዳችሁ ራሳችሁን እና ሁሉ ነገራችሁን ማስደሰት እንደምትችሉ እመክራችኋለሁ ማለት ነው። እና ወደ ሙዚየም እንግዲህ ብዙ ሰዎች ጥንድ በመሆን ከባለቤቶቻቸው ወይም ከሚስቷቸው ከጓደኛቸው ጋራ ወደዛ ወደ ሙዚየም ይሄዳሉ ማለት ነው። እዛ ጋር ሲዝናኑ ፍቅራቸውን

ሰላም ሰላም ጤና ይስጥልኝ እንዴት አደራችሁ እኔ በጣም ደህና ነኝ እንግዲህ ይሄን ጥያቄ ለማቅረብ ወደ እናንተ መጥቻለሁ ማለት ነው። ዜና በመስመር ላይ ታነባለህ የሚለውን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። አዎ ዜና በመስመር ላይ አነባለው ምክንያቱም እንግዲህ በማህበራዊ ሚዲያ ላይ ይሄ ብዙ ጊዜ የተለያዩ አዳዲስ ዜናዎች ይለቀቃሉ ማለት ነው እና እነዛን ዜናዎች በመስመር ላይ እንዳሉ ወዲያውኑ አነባለው ማለት ነው። ምክንያቱም ዜና በመስመር ላይ ማንበብ ብዙ ጠቀሜታዎች አሉት ከእነዚህም ጠቀሜታዎች መካከል አዳዲስና ትኩስ መረጃዎችን በቀላሉ ለማግኘት ስለሚያግዝ ዜና በመስመር ላይ አደርጋለሁ ዜና በመስመር ላይ ማድረግ በጣም ጥሩ ነገር ነው ምክንያቱም አዳዲስ መረጃዎችን በቀላሉ በማግኘት የራሳችንን ጠቀጠታ ማግኘት እንችላለን ማለት ነው። እንግዲህ መረጃ ማለት በጣም አስፈላጊ የሆነ ነገር ነው እንግዲህ ዜና የምንለው ነገር መረጃ ነው ማለት ነው እና መረጃ ህይወት ነው ይባላል ስለዚህ መረጃን ከእነዚህ ነገሮች ማግኘት በጣም ጠቃሚ በመሆኑ ዜናን በመስመር ላይ አደርጋለሁ ማለት ነው ምክንያቱም በመስመር ላይ የማደርግበት ምክንያትም ዜናዎቼን እንግዲህ ወደ ስልኬ እያወረድኩ ባስቀምጣቸው የስልኬን ስለሚሞሉብኝ ዜናውን በመስመር ላይ እያለ ሳላወርድ እዛው መስመር ላይ እያለ እጠቀማለሁና አያለው ማለት ነው እና ዜና በመስመር ላይ ሁላችሁም ልታዩ ይገባል ማለት ነው። ዜና በመስመር ላይ ማየት እንግዲህ መረጃ ያላችሁ ሰዎች በእውቀት የተገነባችሁ ማድረግ ይችላል ማለት ነው እና ዜና በመስመር ላይ ማንበብ በጣም ጥሩ ስለሆነ ሁላችሁም ዜናን በመስመር ላይ እንድታነቡና ሁሌም አዳዲስ መረጃ እንድታገኙ እጋብዛለሁ ማለት ነው። እንግዲህ ዜና በመስመር ላይ ማንበብ በጣም ብዙ ጠቀሜታዎች አሉት ማለት ነው ዜና እንግዲህ የተለያዩ መረጃዎችን ለእኛ ያደርሳሉ ማለት ነው እነዚህ ዜናዎች እንግዲህ ብዙ አይነት ሊሆኑ ይችላሉ የተለያዩ አላማ ያላቸው ሊሆኑ ይችላሉ ለምሳሌ ዜናው እንግዲህ ስለ አንድ ሀገር እድገት የሚያትት ሊሆንም ይችላል ማለት ነው እናም የዜና ስለ አንድ ሀገር የሚያትት ከሆነ ስለዛች ሀገር ሙሉ መረጃ ለማግኘት ያስችላችኋል ማለት ነው ለምሳሌ ስለ አሜሪካ የተሃተተ ዜና ከሆነ እኛም እንደነሱ መሆን እንዳለብን ኢኮኖሚያችንን ማሳደግ እንዳለብን ጠንክረን እንድንሰራ ያበረታታናል ማለት ነውና ሁላችንም ዜና በመስመር ላይ ማድረግ በጣም ጥሩ ነው ማለት ነው ሌላው ደግሞ ዜናው እንግዲህ ስለ አንድ ነገር አሰራር ሊሆን ይችላል ያንን አሰራር እንግዲህ ዜና በመስመር ላይ በማንበብ ስለ አሰራሩ ከፍተኛ የሆነ እውቀትን እንድናገኝና ያንን ስራ እኛም እንድናከናውነው ስለሚያስችለን ዜና በመስመር ላይ ማድረግ በጣም ጥሩ ነው ማለት ነው። ዜና በመስመር ላይ ማድረግ እንግዲህ ዜናው አዲስ እና ወዲያው እንደተለቀቀ ስለሚሆን ያንን ዜና በቶሎ ማግኘትና ለዛ ዜና ተዳራሽ ሆነን እንግዲህ ዜናውም ደግሞ ብዙ ነገሮችን ይይዛል ብዬያችኋለሁ ለምሳሌ የተለያየ ዜና ሊሆን ይችላል አሁን በባለፈው በመስመር ላይ ዜና አንብቤያለሁ ይሄ የመስመር ላይ ዜናም እንግዲህ ሰሞኑን የትራንስፖርት እገዳ ይኖራል የሚል ነበር ማለት ነው እና ይህንን መስመር ላይ ያለ ዜና በማንበቤ እና በመረዳቴ ፈጠን ብዬ የፈለኩት ቦታ ላይ መሄድ አለብኝ ቦታ ላይ ሄጃለሁ ማለት ነውና እና ይህን መስመር ላይ ያለ ዜና ባላነብ ኖሮ ነገር ግን ትኩስ ዜና ባላገኝ ኖሮ ምናልባትም ከፈለኩት ቦታ ለመሄድ በጣም አዳጋች ይሆንብኝ ነበር ማለት ነው ምክንያቱም ያ መስመር መዘጋቱን ባለውቅ ኖሮ እጅግ በጣም ከባድ ይሆን ነበር ማለት ነው። እንዲሁም ከዚህ በተጨማሪ እንግዲህ ይሄኛ አካባቢ ላይ እጅግ በጣም ሰላም ጠፍቷል ማለት ነው እና ሰላም ጠፍቶ ስለሆነ እንግዲህ ያንን ሰላም በመከታተል መስመር ላይ ምን እንደተፈጠረ በመስመር ላይ በማየት ነው ማለት ነው ወይ የምንከታተለው ምናልባት ጡዋት እንዳትወጡ ዛሬ ላይ መጥፎ ነገር ሊከሰት ይችላል ከተባልን ተኝተን እንውላለን ማለት ነው። ይሄንን በመስመር ላይ ያለ ዜናን በመከታተል ሌላው ደግሞ በግሩፕ ግሩፕ ሊኖረን ይችላል ማለት ነው እና እዛ ግሩፕ ላይ አዳዲስ መረጃዎች ይለቀቃሉ ማለት ነው። እና እነዛን መረጃዎች የምናየው በመስመር ላይ ነው እንጂ እያወረድን አይደለም ማለት ነው። እዛው ላይ አይተን እዛው ላይ እንተዋቹዋለን ምክንያቱም ለእኛ ለአንድ ጊዜ ብቻ የምንጠቀማቸው ከሆኑ መስመር ላይ እያሉ ነው የምንጠቀማቸው ማለት ነው እና እንደ መረጃው አይነት ይወሰናል ማለት ነው። ብዙ ጊዜ በመስመር ላይ እያለ መረጃን የምንመለከት ለህይወታችን አንድ ጊዜ ብቻ ተጠቅመን ነገር ግን ድጋሚ የማንጠቀማቸው አይነት እና ለአንድ ጊዜ ብቻ የሚያገለግሉ መረጃዎች ከሆኑ በተለይ መስመር ላይ ያሉ እዛው ላይ እንጠቀማቹዋለን ማለት ነው። እና እንግዲህ አንዳንድ መረጃዎች እኔ ግን ከመስመር ላይ አወርደን ወደ ስልካችን ወደ ልናስገባው እንችላለን ማለት ነው እና እንደ መረጃ አይነቱ ይወሰናል ማለት ነው እና እንደነገርኳችሁ እንግዲህ የመረጃ አይነቱ አንድ ጊዜ ብቻ የምንጠቀመው አይነት መረጃ ከሆነ እና ቀለል ያለ ከሆነ መስመር ላይ በማየት ብቻ መረዳት እንችላለን በቀላሉ ማለት ነው እና ጠቅለል ሳደርገው እንግዲህ በመስመር ላይ ዜና ማየት ያስደስተኛል በመስመር ላይ ዜና ሁሌ አያለሁ ማለት ነው። ብዙ ጥቅ

እሺ ሰላም ሰላም ጤና ይስጥልኝ እንግዲህ ቀርቃ በአካባቢው ያድጋል የሚለውን ጥያቄ ለመመለስ ወደዚህ መጥቻለሁ ማለት ነው። አዎ ቀርቃ በአካባቢዬ ያድጋል ማለት እኛው እኛው ሰፈር አካባቢ ባይሆንም በተወሰነ ርቀት ላይ በሚገኝ ቦታ ላይ። ቀርቃ ያድጋል ማለት ነው። እንግዲህ ቀርቃ የምንለው የተክል አይነት ሲሆን ቀርቃ ለብዙ አላማዎች የሚውል ነገር ነው ማለት ነው። ይህ ቀርቃ እንግዲህ ለተለያየ በተለያየ ጊዜ ለተለያየ አላማ ኑሮ አለን ማለት ነው። እንግዲህ ይህ ቀርቀሃ ብዙ ቁሳቁሶችን የቤት ውስጥ ቁሳቁሶችን ለመስራት በጣም ያመቸ ነገር እና ቀላል ነው ማለት ነው። እንግዲህ ቀርቀሃ ከመጀመሪያው ስነነሳ ወንበርን ለማዘጋጀት ቀርቀሀው ያስፈልጋል ማለት ነው። ከቀርቀሃ የተሰራ ወንበር መቀመጥ በጣም ደስ ይለኛል። ምክንያቱም ከቀርቀሃ የተሰራ ወንበር በጣም ለመሸከም ሆነ ለመያዝ በጣም ቀላል ስለሆነ ማለት ነው ስንቀመጥበትም ምቾትን የሚሰጥ አይነት ነው። እንግዲህ ቅርቃሃ በፋብሪካ ሁላ እየሄደ ለተለያዩ አላማዎች ይወላል ማለት ነው። ቀርቀሃ በአካባቢያችን በመገኘቱ ወንበሮችን በቀላሉ ለመስራት አስችሎናል ማለት ነው። እና ቀርቀሃ እንግዲህ በወንበር ወንበር ለመስራትም በተጨማሪ አልጋ ለመስራትም ቀርቀሃ ያስፈልጋል ደስ የሚል ነገር ነው ማለት ነው። እንግዲህ ይህንን ለማዘጋጀት በጣም ቀላል ነው ማለት ነው። ነገር ግን ከእንጨት ከሌላ እንጨቶች ለማዘጋጀት ከፍተኛ የሆነ መጥረብ ምናምን ስለሚያስፈልግ ቀርቀሃ እንደ ምርጫ ብንወስደው በጣም ጥሩ ነው ማለት ነው። እንግዲህ ቀርቀሃ ማለት በጣም በረጅሙ የሚያድግ ሸንብቆ የሚመስልና ውስጡ ክፍት የሆነ የጽዋት አይነት ነው ማለት ነው። እና ቀርቀሃ በተለይም ደግሞ ደጋ በሆነ አካባቢ ላይ ይበቅላል ማለት ነው። ቀርቃሃ ከዚህ በተጨማሪም እንግዲህ ወደ ደቡብ ወደሚባለው የኢትዮጵያ ክፍል ውስጥ ወይም ደግሞ ቡና ባለበት አካባቢ ላይ በተለይ ይሄ ቀርከሃ ብዙ ጥቅም አለው ማለት ነው። ምክንያቱም ይሄ ቀርቀሃ እንግዲህ ለአልጋ ተሰርቶ የቡና ማስጫ በመሆን ያገለግላል ማለት ነው። እንዲሁም ደግሞ ይሄ ቀርከሃ በቀላሉ የሚነቅዝ አይደለም በቀላሉም የሚበሰብስ ባመሆኑ ቀርከሃ ተመራጭ ያደርገዋል ማለት ነው። ቀርከሃ እንግዲህ ለተለያዩ ነገሮች መስራት የሚያገለግል ከሆነ በሽያጭ መልኩም ገበያ ላይ ይቀርባል ማለት ነው። ምክንያቱም እንግዲህ ለተለያየ እቃዎች ለመስራትነት ስለሚንገለግል ይህን ቀርከሃ በብር ይሸጣል ማለት ነው። እና እኛ አካባቢ ላይ እንግዲህ ቀርከሃ ከ ከፍ ካሉ አካባቢዎች በመግዛት ቀርከሃን ለተለያዩ አላማዎች እናውለዋለን ማለት ነው። በመግዛት እና ቀርከሃን ማሳደግ በጣም ጥሩ ነው ማለት ነው። ቀርከሃ ማለት የሸምበቆ የሚመስል አይነት በመሆኑ በቀላሉ ለማሳደግ ቀላል ነው። ምክንያቱም ቀርከሃ ውሃ ማጠጣት ወይም ደግሞ የተለያዩ እንክብካቤዎችን ማድረግ አይጠይቅም። ቀርከሃ አንድ ጊዜ ካሳደግን በቀላሉ ሊያድግ የሚችል ተክል በመሆኑ ተመራጭ ያደርገዋል ማለት ነው። ቀርከሃ ደስ የሚል የተክል አይነት ነው። ቀርከሃ ቁመቱ ረጅም የሆነና ውስጡ ክፍት የሆነ የተክለ አይነት ነውና በቀላሉም ሊበላሽ አይችልም ማለት ነው። ይህ ቀርከሃን እንግዲህ አንድ ጊዜ ከቆረጥነው ወይም ደግሞ ከገዛነው ለብዙ አመታት ልንጠቀመው እንችላለን ማለት ነው። ምክንያቱም የመንቀስ ባህሪ ስለሌለበት። እንግዲህ ለቡና አልጋ ስናደርግም ይህንን ቀርከሃ በሚስማር በመምታት ወይም ደግሞ በተለያዩ ነገሮች በማሰር እንደ አልጋ በመስራት እዚህ ላይ ቡናን እና ደግሞ የፈለግነውን ማድረግ የፈለግነውን ወይም ደግሞ ማስቀመጥ የፈለግነውን ነገር ከላው ላይ በማድረግ በቀላሉ ማድረግ ይቻላል ማለት ነው። እንግዲህ ይህ ቀርከሃ ነገሮችን ለማድረግ በጣም ምቹ ነው። ምክንያቱም ቀርከሃው እንግዲህ ቀላል በመሆኑ ከወደ ውስጥም ንፋስን ያስገባል ማለት ነው። በላይም ደግሞ ፀሀይንና አየርን የሚያስገባ አይነት በመሆኑ በቀላሉ ነገሮችን ለማድረግ ምቹ ሁኔታ ይፈጥራል ማለት ነው። እና ቀርከሃ የማታውቁት አላችሁ? ቀርከሃ የዚህ አይነት ተክል ነው ማለት ነው። እንግዲህ ውስጠ ክፍት የሆነ ወደ ሸንበቆ የተጠጋ ነገር ግን ከሸንበቆ ደግሞ በወፍረቱም ሆነ በእርዝመቱ ረዘም እና ወፈር ያለ የጽዋት አይነት ነው ማለት ነው። እና ቀርከሃ በብዙ ጊዜ የሚበቅለው ደጋማ እና ውርጭ የአየር ንብረት ባላቸው አካባቢዎች ነው ማለት ነው። እኛ የምንኖረው ደጋማ ወይም ደግሞ ወይና ደጋ የሚባለው የአየር ንብረት ክልል ውስጥ በመሆኑ ያ ማለት ከደጋ ቀጥለን ነው ያለነው ማለት ነው። እና እኛ አካባቢ በተወሰነ ርቀት ላይ የቀርከሃ ተክል ይገኛል ማለት ነው። እና ይህን የቀርከሃ ተክል ሰዎቹ ተሸክመው ወደ ገበያ ሲወስዱ እንዲሁም ደግሞ የተለያዩ እቃዎችን አዘጋጅተው ሲሸጡ እናያለን ማለት ነው። እና ቀርከሃ ብዙ ጠቀሜታዎች አሉት ቀርከሃ ለተለያየ ጥቅሞች ስላሉት ሁላችንም በአካባቢያችን ልናሳድገው ይገባል ማለት ነው። እንግዲህ ቀርከሃ ሸጦ ወይም ደግሞ እቃን ከማዘጋጀት በተጨማሪ የአካባቢን ውበት ከመጨመር አንፃር ይህ ቀርከሃ ከፍተኛ የሆነ ጥቅም አለው ማለት ነው። እና ቀርከሃ ሁላችሁም እንድትተክሉ አካባቢያችሁ ላይ የሚያበቅል ከሆነ ቀርከሃ ተክል ብትተክሉ በጣም አሪፍ ነው። አንደኛ አካባቢያትን ውበትን ከመጠበቅ አንፃር እንዲሁም ደግሞ የአየር ንብረትን ከመጠበቅ አንፃርም ሆነ የተለያዩ

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ሻማ ማብራት ትወዳለህ ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። አዎ ሻማ ማብራት በጣም እወዳለሁ። እንግዲህ ሻማ ሲባል ብርሃን ከሚሰጡ ነገሮች ውስጥ አንዷ ነች ማለት ነው። ሻማ ማለት እንግዲህ ከላይዋ ላይ የሆነ ጎማ አይነት ነገር እንደ ፕላስቲክ አይነት የሚቀልጥ ያለበት እና ከውስጡ ደግሞ የሆነ ክር አይነት ነገር ያለበት የጽዋፍ አይነት የሚመስል ክር ያለበት ነገር ነው ማለት ነው። እና ይህ ሻማ ማብራት በጣም ያስደስተኛል። በተለይም ደግሞ እኛ አካባቢ ሁሌ መብራት ስለሚጠፋ ይህንን ሻማ ማብራት ያስደስተኛል ማለት ነው። ያለ ሻማ እኛ ላይ ኑሮ ከባድ ነው። ምክንያቱም ሻማ ከሌለ መብራት ሁሌ ስለሚሄድ የግድ ሻማ መኖር ያስፈልገናል ማለት ነውና። ከሱቅ ቅድሚያ ሄደን ሻማውን እንገዛለን ማለት ነው። እና ይህንን ሻማ ለተለያየ አላማ እንጠቀመዋለን ማለት ነው። አንደኛ ይህን ሻማ የምናበራበት እንግዲህ ሰው ሲሞት ወይም ደግሞ በሀዘን ጊዜ ይህንን ሻማ እናበራለን ማለት ነው። ይህ ሻማ እንግዲህ የሚበራው ሰውየውን ለማስታወስ እና ጸሎት ለማድረግ በጸሎት ለማሰብ እግዚአብሔር አምላክም እንዲሚረው ልጁን ስለ ደግ ስለ ደግ ልቡም ብቻ ሳይሆን ስለ ቸርነቱ እግዚአብሔር እንዲምረው እንግዲህ ይህን ሻማ በማብራት የሻማ ስነ ስርዓት ይካሄዳል ማለት ነው። ለምሳሌ አሁን ቅርብ ላይ የጓደኞቻች ጓደኛችንን ተጎድተን ነበር ማለት ነው እና ይሄን ጓደኛ ስንጎዳ የሻማ ማብራት ስነ ስራት አካሂደናል ማለት ነው። ሰብሰብ በማለት የሻማ ስነ ስራት የማብራት ስነ ስራት ተካሂዷል እና የሻማ ስነ ማብራት ስነ ስራት ብዙ ጠቀሜታዎች ወይም ደግሞ ለተለያዩ አላማዎች ይውላል ማለት ነው። እንዲሁም ደግሞ በሌላ ጊዜ ሻማ ማብራት ለምሳሌ በልደት ጊዜያችን ሻማ እናበራለን ማለት ነው። በልደት ጋዜያችን እንግዲህ ሻማ እያበራን ደስታችንን እንገድጻለን ጓደኛችንን ወይም ቤተሰባችንን ወይም ደግሞ ለራሳችን ሊሆን ይችላል። እንዲሁም ለወዳጆቻችን ስለ በ ይሄን ሻማ እያበራን መልካም ልደት እያልን እናበራለን ማለት ነው። ሌላው ደግሞ እንግዲህ ሻማ የምናበራበት ቤተክርስቲያን ውስጥ ሻማ ይበራል ማለት ነው። የተለያዩ ታቦትን በምናስገባበትና ታቦትን በምናከብርበት ጊዜ ሻማ ይዘን እያበራን እያጨበጨብን በሻማ እንግዲህ ታቦቱን እናስገባለን ማለት ነው እና ሻማ ማለት በጣም ደስ የሚል ነው። እንግዲህ ሻማ እንዲሁም ሃይማኖታዊ ይዘትም አለው ማለት ነው በእኛ በኦርቶዶክሳውያን እምነት ተከታዮች ላይ ሻማ ዕጣንና ጽዋፍ የመሳሰሉት የእጅ መንሻ በመደረግ ለቤተክርስቲያን እንሰጣለን ማለት ነውና ሻማ ማብራት በጣም ደስ የሚለው እንግዲህ ሻማ ማብራት ምሳሌ አለው ማለት ነው። ሻማ የምናበራበት እንግዲህ ብርሃንን መሰረት ያደረገ ነው ማለት ነው እንግዲህ ብርሃን ማለት እግዚአብሔር በብርሃን ይመሰላል እና እሱን ለማስታወስ ብርሃንን ለማግኘት እና ጨለማንም ለማጥፋት ይህንን ሻማ እናበራለን ማለት ነው። እንግዲህ ብዙ አይነት ብርሃን ሰጪ ነገሮች አሉ ከእነዚህም መካከል ሻማ አንዱ ነው ማለት ነው። ሻማ እያበራን እንግዲህ የፈለግነውን ነገር መስራትም ሆነ ማከናወን እንችላለን ማለት ነው። እኔ አሁን ዶርም ውስጥ በሻማ ማንበብ በጣም ያስደስተኛል ምክንያቱም በመብራት ሳነብ አይኔን ስለሚያመኝ ከወረቀቱ ጋራ ነፀብራቅ በመፍጠር አይኔ ውስጥ እየገባ ጨረሩ ይረብሸኛል ማለት ነው። ነገር ግን በሻማ ሳነብ ግን በጣም ይመቸኛል ምክንያቱም የሻማ መብራት በጣም ብርሃን ያልሆነ ተመጣጣኝ የሆነ በመሆኑ ሻማ ማብራት ይልቅ በመብራት ከማንበብ ለኔ ምቾትን ይሰጠኛል ማለት ነው። እና እንግዲህ ሰው እንደ ራሱ የሆነ አመለካከት ሊኖረው ይችላል እኔ ግን ሻማ ማብራት እንደዚህ በዚህ ሁኔታ ያስደስተኛል ማለት ነው። እና ሻማ ማብራት ደስ የሚላችሁ ከሆነ ሁላችሁም ሻማ ገዝታችሁ በቀላሉ ሻማ ማብራትን ትችላላችሁ ማለት ነው። እንግዲህ ሻማ ከብዙ ቦታ ልናገኝ እንችላለን ይህ ሻማ ማብራት እንግዲህ ለተለያዩ ነገሮች ያስፈልጋል ማለት ነው። እና ሻማውን እንግዲህ ከሱቅ ወይም ደግሞ ከተለያዩ አቅራቢዎች በምናገኛቸው ነገሮች ይህንን ሻማ ሄደን ገዝተን ማምጣት እንችላለን ማለት ነውና። ዋጋውም ያን ያክል ውድ ባለመሆኑ ተመጣጣኝ በመሆኑ ሻማ እንግዲህ ሁሌ ልናበራ እንችላለን ማለት ነው። ሻማ ከዚህም በተጨማሪ እንግዲህ ለምሳሌ የአመታዊ የፍቅራችንን በዓል ለማክበር ሻማ እያበራን ልናከብር እንችላለን ማለት ነው። ለምሳሌ እኔ አሁን በቅርቡ ተጓደኛ ጋር የተገናኘንበትና የተገፋፈርባትን ጊዜ ለማክበር በሻማ እያበራን ቀኔትን ለማክበር አስበናል ማለት ነው። እና ሌሎቻችሁም እንግዲህ እንደዚህ አይነት ነገር ልትጠቀሙበት ትችላላችሁ ከዚህም በዘለለ እንግዲህ ለተለያየ አላማ የሻማ መብራት ስነ ስርዓትን እናንተ እንደየአካባቢያችሁና እንደ ፍላጎታችሁ ልታውሉት ትችላላችሁ ማለት ነው። እና ሻማ ማብራት ስነ ስርዓት በጣም አርጌ እወዳለሁ ማለት ነው። እናንተም የምትወዱ ከሆነ ደስ ይለኛል ካልወደዳችሁም የራሳችሁ ጉዳይ ይሆናል ማለት ነው።

ሰላም ሰላም አመሰግናለሁ ስለተሰጠኝ እድል እጅግ አድርጌ እያመሰገንኩ ማብሰል ትችላለህ የሚለውን ጥያቄ ወደ እናንተ ለማቅረብ መጥቻለሁ ማለት ነው። ምላሼ እንግዲህ ማብሰል ትችላለህ ለሚለው ጥያቄ? አዎ ማብሰል እችላለሁ ነው። ምክንያቱም ማብሰል እንግዲህ ሁላችንም የምንችል ይመስለናል በተለይ ደግሞ ሴቶች እዚህ ጋር የማብሰል ችሎታ አላቸው ማለት ነው። ከወንዶች በዘለለ ነገር ግን እኔ ወንድ ቢሆንም የማብሰል ችሎታ አለኝ ማለት ነው። ምክንያቱም ማብሰል በጣም ወሳኝ የሆነ ነገር ነው። እንግዲህ ምግብ ለመመገብ አብዛኞቹን ምግቦችን በማብሰል ነው የምንጠቀማቸው ማለት ነው። የተወሰኑ ፍራፍሬው ካልሆኑ በስተቀር አብዛኞቹን ምግብ አብስለን እንበላለን ማለት ነውና። ይህንን ምግብ አብስሎ ለመብላት የጊድ የማብሰል ችሎታ መኖር አለበት ማለት ነው። ማብሰል ማንችል ከሆነ እንቸገራለን። እንግዲህ ማብሰል ሲባል ብዙ አይነት ምግቦችን እናበስላለን ማለት ነው። ለምሳሌ ወጥ መስራትም ማብሰል ከሚባለው ውስጥ አንዱ ነው። ጥሬ መቀቀልም አንዱ ነው። እንዲሁም ደግሞ ቡና ማፍላትም የተለያዩ ነገሮችን ብቻ ለምግብነት ለመጠቀም የምናዘጋጅበት ሂደት አብዛኛውን ጊዜ ማብሰልን ያካተተ ይሆናል ማለት ነው። እናም አብዛኛው ሰው ማብሰል መቻል ይኖርበታል እንዲሁም ደግሞ ማብሰል የሚችል ነው ማለት ነው። እንግዲህ ማብሰልን የቻልኩት እኔ ከእናቴ ጋር በመሆን እናቴ እንዴት አድርጋ ምግብ እንደምታበስል እሷን በመመልከት ነው ማለት ነው። ከዛም በተጨማሪ እንግዲህ ወደ ዘጠነኛ ክፍል ወይም ደግሞ ከቤተሰብ ርቄ ነበር የተማርኩት እና በዚህን ጊዜ የግዴታ ማብሰል ስለነበረብኝ ማብሰል እንድለምድ አድርጎኛል ማለት ነው። እንግዲህ እንጀራ መጋገርም እችላለሁኝ ማለት ነው። ይህም እንግዲህ ከመብሰል ውስጥ ይካተታል ማለት ነው። እና ሁላችሁም ማብሰልን እንድትለማመሩና ችሎታው እንድታዳብሩ እላችኋለሁ ማለት ነው። እና ሁሉም ሰው ማብሰል ቢኖርበት በጣም አሪፍ ነው ብዬ እገብዛለሁ ማለት ነው። ምክንያቱም ማብሰል የማንችል ከሆነ የግዴታ ሰው የሚያብስልልን ልንቀጥር ይገባል ማለት ነው። ምክንያቱም ምግቡን ሳናበስል መብላት ስለማንችል ለምሳሌ እንጀራ ካልተጋገረ ሊጡ ስለማይጠጣ ማብሰል በጣም አስፈላጊ ስለሆነ ሁሉም ሰው እንግዲህ ማብሰል ሊያደርግ ይችላል ማብሰል የማይችል ከሆነ በጣም ከባድ ነው የሚሆነው ማለት ነው። እና ሁሉም ሰው እንግዲህ ማብሰል ቢለማመድ ጥሩ ነው ብዬ እነግርሃለሁና ሁሉም ሰው ማብሰል እንዲችል እገብዛለሁ ማለት ነው። ሁላችሁም ማብሰል ብትችል ጥሩ ነገር ስለሆነ ሁላችሁም ማፍሰልን መለማመድ ይኖርባችኋል። እንግዲህ እኔ በቀን ብዙ አይነት ማብሰሎች አሉ ከዚህም መካከል እንጀራ ከሆነ ለምሳሌ ከሶስት ቀን ወይም ደግሞ ከአራት ቀን አንድ ጊዜ አበስላለሁ ማለት ነው። ወጥ ግን በየቀኑ ማለትም በቀን ሶስት ጊዜ ምናምን አበስላለሁ በመጀመሪያ ቁርስ ለመብላት ጠዋት አበስላለሁ ማለት ነው። እንዲሁም ደግሞ ቀን ለይ ወጥ እሰራለሁ ማለት ነው። ከዛም በተጨማሪ ማታ ላይ ወጥ እሰራለሁ ማለት ነው ምክንያቱም እንግዲህ የበረደ ወጥ መብላት ስለሚያስጠላኝ አብስዬ ነው የምበለው ማለት ነው። ከዚህም በተጨማሪ እንግዲህ ማፍላትም አንዱ ከማብሰል ውስጥ ነው ማለት ነው። እንግዲህ ሻይ ጠዋት ጠዋት ሁሌ ስለምጠጣ አበስላለሁ ማለት ነው። እንግዲህ ማብሰል በሁለት መልኩ ይከናወናል። አንደኛው በኤሌክትሪክ ምድጃ ሲሆን ስቶፍ በመጠቀም ሌላኛው ደግሞ የእንጨት ማገዶን በመጠቀም ማብሰል ይቻላል ማለት ነው። ከዚህ ጋር ግን ማብሰል በጣም አመቺ የሚሆነው በኤሌክትሪክ በጣም በመብራት ማለት ነው። ማብሰል በጣም ደስ የሚል ነገር ነው። ምክንያቱም ይህንን ምግብ ስናበስል ወይም ደግሞ ስናዘጋጅ በቀላሉ ምንም አይነት ጢስ ወይም ደግሞ እሳት ማንደድ ሳይኖርብን አንድ ጊዜ ብቻ በመለኮስ ማብሰል ይቻላል ማለት ነው። በእንጨት የምናብስል ከሆነ ግን ጭስ ወይም ደግሞ ሁሌ እያነደድን መሆን አለበት ያ ካልሆነ እጅግ በጣም አስቸጋሪ ስለሚሆን ማብሰል አዳጋች ያደርገዋል ማለት ነው። እና ሁላችሁም እንግዲህ ምግብ ማብሰል መለማመድ ይኖርባችኋል ምግብ ማብሰል እንግዲህ ከፍተኛ ሙያን የሚጠይቅ አይነት ነው። ማብሰል እንግዲህ በቀላሉ ዝም ብሎ የሚሆን ሳይሆን ልምምድ በማድረግ የሚመጣ አይነት ነገር ስለሆነ። ሁሉም ሰው ይህንን ነገር ሊለማመድ ይገባል እናም ምግብ ማብሰል ካልተለማመድነው አስቸጋሪ ስለሚሆን ምግቡንም አበላሸት ስለሚሆን ማለት ነው። በመጀመሪያ ደረጃ ይህንን ምግብ ማብሰል ሁላችንም እንደ ዘመቻ አድርገን ልንለማመድ ይገባል ማለት ነው። እኔ ለምሳሌ እንጀራ ማብሰል የተለማመድኩት ወደ ዘጠነኛ ክፍል ስሄት ከቤቴ ርቄ ስለተማርኩኝ ማለት ነው። እናቴን እንድታለማምደኝ ጠይቄያት ይህንን ምግብ መብሰል እሷ አለመመደችኝና ምግብ መብሰሉን ሄድኩበት ማለት ነው። ከዛም ምግብ መብሰል በጣም ቀላል እንደሆነ ተረዳሁ ማለት ነው። እና አብዛኞቹ ተማሪ የሆኑ ሰዎች እንጀራ የሚባለውን የምግብ ማብሰል ሂደት እንግዲህ እንድንችል አስችሎናል ማለት ነው። ሁሉም ሰው ግን እንጀራ ይጋግራል ማለት አይደለም ሴት ሆኖ ራሱ እንጀራ መጋገር የማይችል

አሪፍ ነው። ሰላም ሰላም ጤና ይስጥልኝ የተከበራችሁ ጓደኞቼ እንግዲህ ይሄን ጥያቄ ስላቀረባችሁልኝ እጅግ አድርጌ በጣም አመሰግናለሁ። እንግዲህ ጥያቄውን በብዙ ህዝብ መካከል መሆን ታመቻች? የሚል ነው። እንግዲህ ጥያቄው ይመስለኛል በብዙ ህዝብ መሆን ይመችሃል ወይም ተመቻችሁ? የሚል ነው ማለት ነው እንደኔ ከሆነ በጣም በብዙ ህዝብ መሀከል መሆን አይመቸኝም ስሜት አይሰጠኝም ማለት ነው። ምክንያቱም በብዙ ህዝብ መካከል የምሆን ከሆነ ጭንቀት፣ መወጠር አይነት ነገር ይመጣል፤ ይመላለስብኛል ማለት ነው። እንግዲህ በብዙ ህዝብ መካከል መሆን የተለያዩ ጫጫታ የተለያዩ መጥፎ ነገሮችን ልናይ እንችላለን ማለት ነው። በዚህን ጊዜ አእምሮአችን መረጋጋትም ሆነ በጥሩ ሁኔታ ማሰብ አይችልም ማለት ነው። ደስታችን ማጣጣም አንችልም እንደኔ ማለት ነው። እናም ይሄ ስለሆነ በብዙ ህዝብ መካከል መሆን በጣም ደስ አይለኝም ማለት ነው። ይልቅንስ የብቻዬን ቁጭ ብዬ እየተመሰጥኩ ተፈጥሮንም በጥልቀት እያየሁኝ ቁጭ ማለት እጅግ በጣም ያስደስተኛል ማለት ነው። እንግዲህ አንዳንድ ሰው በህዝብ መካከል ሊወድና ሊደሰት ይችላል ማለት ነው። የኔ ግን ይሄው ነው ማለት ነው። በህዝብ መካከል ስሆን መጨነቅ ይሰማኛል ለምሳሌ ከተማ አካባቢ የሚኖር ሰው በህዝብ መካከል ነው የሚኖረው ማለት ነው ምክንያቱም ከፍተኛ የሆነ የህዝብ ቁጥር የህዝብ ጥግግት ስላለ ህዝቡ እንግዲህ ተጠጋግቶ ጭንቅንቅ ባለ ቦታ ላይ ይኖራል ማለት ነው። እኔ የምኖረው ግን ብዙ ጊዜ ወጣ ያለ ከሆነ ስለሆነ ከከተማ ያው የብቻዬን መኖር በጣም ደስ ይለኛል። የብቻዬን ስል ግን ምንም አይነት ብዙ ሰው በሌለበት ለማለት ነው እንጂ በጣም የብቻዬን ለብቻዬ ማለቴ አይደለም። ነገር ግን በጣም ብዙ ህዝብ በሚኖሩበት ጊዜ ጥሩ ነገር ሊከሰት አይችልም። እንግዲህ ሌብነት ወይም ደግሞ እቃዎች መውደም መዘረፍ የሚከሰተው በጣም ከፍተኛ ህዝብ ባለበት መካከል ነው። ምክንያቱም ህዝቡ በህዝቡ ላይ እየተሹለከለከ የፈለገውን መጥፎ ተግባር ወይም ደግሞ አላስፈላጊ የሆነ ስራ ማከናወን ስለሚችል ማለት ነው። ስለዚህ ሁላችንም እንደየፍላጎታችን ሊሆን ይችላል። አንዳንድ ሰዎች ግን በህዝብ መካከል መሆን ያስደስታቸዋል። ለምሳሌ ከጓደኞቼ መካከል ብንወስድ ሁለቱ የሚሆኑት በህዝብ መካከል የመሆን ያስደስታቸዋል። ይህ ደግሞ እንዳሰብኩትና እንደተረዳሁት ከሆነ የከተማ ልጆች በተለይ ከህዝብ ጋር መኖር ያስደስታቸዋል። ምክንያቱም ከልጅነታቸው ጀምሮ እስከሚያድጉ አሁን እስካልኩበት ደረጃ ድረስ ህዝብ ተለይቷቸው ስለሚያውቅ እና ከፍተኛ የህዝብ ጥግግት ወይም ደግሞ የህዝብ ብዛት በመኖሩ ምክንያት እንደ ልምድ አይተውት ህዝብ ከሌለ ጭንቀት ስለሚሰማቸው ነው ማለት ነው። እኔ ግን ያደኩት እንግዲህ ወጣ ያለ ገጠራማው አካባቢ በመሆኑ ያን ያክል የተጨናነቀ ህዝብ ሲኖር አይቼ ስለማላውቅ የሆነ የጭንቀት ስሜት ይሰማኛል ማለት ነው። ምክንያቱም በጣም ከፍተኛ ህዝብ በሚኖርበት ጊዜ የሆነ የሀዘን ጊዜ እና የመጥፎ ጊዜ መስሎ ይታየኛል ማለት ነው። እንግዲህ ይህ የተጨናነቀ ህዝብ ቢኖሩበት ጊዜ መጥፎ ነገር ይከሰታል። ምክንያቱም ሌብነት እና የመሳሰሉት ነገሮች ስለሚኖሩ ማለት ነው እና ሁላችሁም እንደየፍላጎታችሁ የተለያየ ነገር ሊኖራችሁ ይችላል ግማሾቻችሁ እንግዲህ ብዙ ህዝብ ባለበት አካባቢ መኖርን ልትመርጡ ትችላላችሁ። እኔ የምሮጠው የምመርጠው እና የሚመቸኝ ግን በጣም ብዙ ህዝብ በሌለበት ቀለል ያለ ህዝብ ባለበት መካከል መኖር ይመቸኛል። እንግዲህ ብዙ ህዝብ ባለበት አካባቢ መኖር የራሱ የሆነ ጥቅምም የሆነ ጉዳት አለው ማለት ነው። ብዙ ህዝብ ባለበት አካባቢ ላይ መኖር የሚመቸው እንግዲህ ህዝቡ የተለያየ አዳጋ ቢደርስብን ያ ህዝብ ከአደጋ ውስጥ ሊያወጣን ይችላል ማለት ነው። ቀለል ያለ ህዝብ ከሆነ ደግሞ ከዛ አደጋ ውስጥ ለማዳን እንግዲህ ላይችል ይችላል ማለት ነው። ከጉዳቶቹ መካከል ስንነሳ ደግሞ መጨናነቅ የአካባቢው ብክለት እንግዲህ ደግሞ ሌብነት የመሳሰሉት ነገሮች ስለሚስፋፉ እነዚህ ነገሮች በጣም ጉዳት በእኛ ላይ ሊያደርሱብን ይችላሉ ማለት ነው እና የህዝቡ ጥግግት መኖሩ በተጨናነቀ ህዝብ ጋር መኖር በጣም ከባድ ነው ማለት ነው። እንዲሁም ደግሞ የመሬትና የቦታ ጥበት የቤት ጥበትም ሊከሰት ይችላል ማለት ነው። እንዲሁም ደግሞ የተለያዩ የመጸዳጂያ ቦታዎችም ሲሞሉ እንመለከታለን። ምክንያቱም ከፍተኛ የሆነ ህዝብ በመኖሩ ምክንያት የመጸዳጃ ፍጆታችን ከፍተኛ ይሆናል ማለት ነው። እንዲሁም ደግሞ የተፈጥሮ ሀብትን ከማውደም አንፃርም የተጠጋጋ በጣም ብዙ ህዝብ ያለበት ከሆነ ሀብታችን የተፈጥሮ ሀብታችን በቀላሉ ይወድማል ማለት ነው። ለምሳሌ ከቀላሉ ብንነሳ የአፈር ሽርሸራን ያስከትላል። በጣም ከፍተኛ ህዝብ በሚኖርበት አካባቢ መሬቱ ስለሚረገጥና አፈሩ ስለሚልም በንፋስ አማካኝነት አፈሩ ተጠርጎ ወደ ሌላ አካባቢ ሊሄድ ይችላል። ከዚህም በተጨማሪ እንግዲህ የተለያዩ ደኖች ይመነጥራሉ ማለት ነው። እንግዲህ ደኖች ብዙ ህዝብ በሚኖርበት አካባቢ ደኖች በተለያየ ምክንያት ይጨፈጨፋሉ አንደኛም እንግዲህ ለቤት መስሪያ ማዋያነት ተብለው ደኖች ሊጨፈጨፉ ይችላሉ። ከዚህም በተጨማሪ ደግሞ ደኖች እንግዲህ ለማገድ ለማገዶ ፍጆታነት ተብሎ

እሺ ሰላም ሰላም ጤና ይስጥልኝ እንግዲህ ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ ይሄንንም ላይ ለበደስታ እሰጣችኋለሁ ማለት ነው። ጥላ ወይ ፀሀይ ትመርጣለህ ለሚለው ጥያቄ? እንግዲህ እኔ የምመርጠው እንደ ሁኔታዎቹ ነው ማለት ነው። ያ ማለት ጠዋት ላይ ገዝግዙ አካባቢ ከሆነ ፀሀይን እመርጣለሁ ምክንያቱም። ጠዋት አካባቢ ላይ ፀሀይዋ በጣም ደስ የምትል ብርድ የሚኖር ስለሚሆን እንዲሁም ደግሞ ፀሀዋ በጣምም የማታቃጥል ለጋ ፀሀይ ስለሆነች ጠዋት አካባቢ ላይ ፀሀይን እመርጣለሁ ማለት ነው። ሌላ ጊዜ ደግሞ በጣም ሞቃት በሚሆንበት ጊዜ ግን ጥላ እመርጣለሁ ማለት ነው። ምክንያቱም ቀትር አካባቢ ላይ ፀሀዋ እጅግ በጣም ስለምታቃጥል ይቺን ፀሀይ አላፈልጋትም ጥላ ላይ መሆን በጣም ያስደስተኛል ማለት ነው። እንግዲህ ይሄ ጥላ ብዙ አይነት ጥላዎች ሊኖሩ ይችላሉ ማለት ነው። ይሄ ጥላ ደግሞ እንግዲህ ከዛፍ የተሰራ ጥላ ሊሆን ይችላል በተፈጥሮ ማለት ነው። ወይም ደግሞ የሆነ ዋሻ አይነት ነገር ላይ በመጠለል ጥላ ማግኘት ልንችል እንችላለን። እንዲሁም ደግሞ ቤት ከላይ ጣሪያ በመስራት ጥላ መፍጠር ይቻላል ማለት ነው። እና ቀትር አካባቢ ላይ በነዚህ ጥላዎች እጠለላለሁ ማለት ነው። እንግዲህ ቀትር አካባቢ ላይ እኔ የምጠለልባቸው ቤት አካባቢ ነው ብዙ ጊዜ የምሆነው ማለት ነው። ነገር ግን አንዳንድ ጊዜ ወደ ስራ ቦታ በምወጣበት ጊዜ ይህንን የዛፍ ጥላ እንደ ጥላ እጠቀመዋለሁ ማለት ነው። ከዚህም በተጨማሪ ደግሞ ዣንጥላ የሚባለውን ነገር ፀሀይ በእጅግ በጣም በምታቃጥልበት ጊዜ ይሄን ዣንጥላ እጠቀማለሁ። ዣንጥላ የምጠቀመውም አብዛኛውን ጊዜ ስራ ሲሄድ እና ስመለስ ወይም ደግሞ የተለያየ እንቅስቃሴ በማደርግ ወክ የማደርግ አይነት ከሆነ ይህንን ጥላ ተጠቅሜ እንቅስቃሴ አደርጋለሁ ማለት ነው። እና በአጠቃላይ እንግዲህ ፀሀይ ከፀሀይና ከጥላ የትኛውን ትመርጣለህ ለሚለው ጥያቄ ምርጫዬ የሚሆነው እንግዲህ የሰዓቱ ሁኔታ ነው ማለት ነው። እና ደግሞ የወቅቱ ሁኔታ ነው ማለት ነው። ለምሳሌ ክረምት አካባቢ ላይ ከሆነ ፀሀይን ሁሌም እንፈልጋታለን ምክንያቱም ፀሀይ እየዛኔ በጣም የማትገኝ በመሆኑ ምክንያት ቀትር ላይም ቢሆን እንዲሁ ፀሀይን እንፈልጋለን እንመርጣለን ማለት ነው። ምክንያቱም በክረምት አካባቢ ዳመና ጉም እና የተለያየ ዝናብ ምናምን ስለሚሆን ብርድ ምናምን ይሆናል ማለት ነው። እና ብርድ ስለሚሆን እንግዲህ በዚህን ጊዜ ፀሀይን እንድመርጥ አድርጎኛል ማለት ነው። እናም ጠቅለል ሲል እንግዲህ ከቀፀሀይና ቀጥላ ላይ ከመሆን የትኛውን ትመርጣለህ ለሚለይ ጥያቄ ሁኔታዎችና የወቅቱ እንዲሁም ደግሞ የአየር ንብረት ሁኔታ ይወስነኛል ማለት ነው። እንግዲህ አብዛኛውን እንደዚህ ነው ብዬ እገምታለሁ ማለት ነው። እንዲሁም ደግሞ አካባቢውም ይወስነዋል ማለት ነው። እንግዲህ ደጋማው አካባቢ ላይ ውርጭ ስለሚሆን ቀኑን ሙሉ ፀሀይ ላይ መሆን በጣም ያስደስታል ማለት ነው። ምክንያቱም የአየር ንብረቱ ቀዝቃዛ በመሆኑ ፀሀይ የተወሰነ ብርሃኗን ስትሰጥ ሙቀትን ስለምትፈጥርልን የቀንንም ላይ እንኳን የማቃጠል ባህሪ የላትም ማለት ነው። እና ይቺን ፀሀይ በማንኛውም ሰዓት ቀንም እንግዲህ ልንሞቅህና ልንፀሀዩ ላይ ልንሆን እንችላለን ጥላ ላንፈልግ እንችላለን ማለት ነው። ይህ የሆነበት ምክንያቱም እንግዲህ የአካባቢው ተጽዕኖ ነው ማለት ነው። እና ፀሀይን ወይም ጥላን የምንመርጥበት ብዙ አይነት ክራይቴሪያ ወይም ደግሞ መስፈርቶች እና ምክንያቶች ሊኖሩ ይችላሉ ማለት ነው። እንግዲህ ከእነዚህ መካከል እየጠቀስናቸው ናቸው። የወቅቱ የሰአቱ እንዲሁም ደግሞ የአካባቢው ሁኔታ ያለንበትም የመሬት ከፍታ ይወስነናል ማለት ነው። ለምሳሌ ቆላማ አካባቢ ወይም ደግሞ ዝቅተኛ ቦታ ላይ የምንኖር ከሆነ ፀሀይ በጧቱ ማቃጠል ትጀምራለች ማለት ነው። እናም በዚህን ጊዜ ፀሀይን የማንፈልግ እንሆናለን ጥላ ላይ መሆን በጣም ደስ ይለናል ማለት ነው። ምክንያቱም ሙቀቱ ከፍተኛ ከመሆኑ የተነሳ ፀሀይ ካገኘች የማቃጠል ባህሪ አላት ማለት ነው። እንግዲህ የፀሀይ ጨረር እጅግ በጣም አደገኛ ነው ከሌሎች የብርሃን ሰጪ አካላት ፀሀይ የማቃጠል ባህሪ ያላት ናት። ለምሳሌ ብንወስድ ጨረቃና ከዋክብት ብርሃን የሚሰጡ ቢሆኑም የማቃጠልና ሙቀትን የመፍጠር እድላቸው ግን በጣም ዝቅተኛ በመሆኑ ምክንያት ማለት ነው። ፀሀይን እንግዲህ ብዙ ሰው አይወዳትም ማለትም ከፀሀይ ጥላን ይመርጣል ማለት ነው። በተለይ ቀትር አካባቢ ላይ ማለት ነው። ይሄ የሆነበት ምክንያትም ከፅዋቱ በተለየ ፀሀይ ቀትር አካባቢ ላይ ጨረሯን ስለምትልክና ይህ ጨረርም አደገኛ ልዕለ ሀመራዊ እየተባለ አደገኛ የሆነ ጨረር ስላለው እናም እኛን ስለሚጎዳ ማለት ነው። ነገር ግን ጠዋት እና ወደ ማታ አካባቢ ላይ ወይም ደግሞ ከአሥራ አንድ ሰዓት አካባቢ ያለ ፀሀይ በረድ ያለ መሆኑ በጣም የሚወደድ እና ደስ የሚል ፀሀይ ነው ማለት ነው። እና ይህንን ፀሀይም ሁሉም ሰው ሲሞቅ እናያለን ማለት ነው። ጠዋት ጠዋት ላይ በተለይ እኛ አካባቢ ላይ ሰው ቁጭ ብሎ ከደጃፉ ላይ ፀሀይን ሲሞቅ እመለከታለሁ ይህ የሆነበትም ምክንያት የፀሀይ ፀሀይ የጧት ፀሀይ በጣም አሪፍ ስለሆነ ነው። የጽዋት ፀሀይ እንግዲህ ለህፃናትም ይመከራል ለህፃናት አጥንታቸውን ለማጎልበት

ሰላም ሰላም ጤና ይስጥልኝ እንግዲህ የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ የትርፍ ጊዜ ማሳለፊያዎቼ በጣም ብዙ ጊዜ የትርፍ ጊዜ ማሳለፊያዎች አሉኝ ማለት ነው። ከእነዚህ የትርፍ ጊዜ ማሳለፊያዎች መካከል እንግዲህ የተለያዩ የውሃ ገንዳ መዋኘት ሊሆን ይችላል። ውሃ ዋና ማለት ነው እንዲሁም ደግሞ የኳስ ሜዳ ቦታ ሄዶ ኳስ ተጫዋቾችን በማየት ትርፍ ጊዜዬን አሳልፋለሁ። ከዚህም በተጨማሪ ቴብል ቴነስ እጫወታለሁኝ። ፑል በመጫወት እንዲሁም ደግሞ የተለያየ ቲያት የር ፊልም ቤት በመግባት ፊልም እመለከታለሁ። ከዚህም በተጨማሪ ደግሞ የኳስ መመልከቻ ቦታዎች አዳራሾች አሉ እነዛ ቦታ በመሄድ ኳስ እመለከታለሁ ማለት ነው። እና እኔ የትርፍ ጊዜ ነው የሚያሳልፈው በተለያየ በጣም ብዙ በሚባሉ የትርፍ ጊዜ ማሳለፊያ መንገዶች ነው ማለት ነው። እና የትርፍ ጊዜ እንግዲህ የሰው ልጅ የሆነ የትርፍ ጊዜ ይኖረዋል ስራ ከሰራ በኋላ። የተወሰነ እረፍት ማድረግ ስለሚጠበቅበት እነዚህን እረፍት እንግዲህ ለማድረግ ደግሞ የተለያዩ ዘዴዎችን ሊጠቀም ይችላል የተለያየ ቦታ ሊሄድ ይችላል በተለያየ እንግዲህ የተለያየ ነገር ሊያከናውን ይችላል ማለት ነው። እና እነዚህ የትርፍ ጊዜ ማከናወኛ መንገዶች እንደየሰዎቹ የተለያዩና ብዙ አይነት መንገዶች ሊኖሩ ይችላሉ ማለት ነው። እና የትርፍ ጊዜ ማሳለፊያ መንገዶቼ የኔ እንደዚህ ነው ይመስላሉ ማለት ነው። የትርፍ ጊዜን እንግዲህ የማሳልፈው በጣም የሚያስፈልጉና ለኔ ጠቀሜታ አላቸው አካባቢዎች ላይ ነው። ምክንያቱም የትርፍ ጊዜ ስናሳልፍ አንዳንድ ሰዎች መጥተው የሚባሉ የትርፍ ጊዜ ማሳለፊያ ቦታዎች ላይ ይሄዳሉ ማለት ነው። ከእነዚህም መካከል ለምሳሌ ቁመሃር ቤት ሊሄዱ ይችላሉ ማለት ነው። ቁማር ቤት በመሄድ እንግዲህ ገንዘባቸውን ሊበሉና ንብረት ሊያወድሙ ይችላሉ ማለት ነው። እንግዲህ ይህ ቦታ ለሰው ልጆች በጣም መጥፎ ነው ማለት ነው። ምክንያቱም ገንዘብንም ያወድማል ለአንድ ሀገርም ሆነ ለሰዎች እንግዲህ መጥፎ ነገርን ስለሚፈጥር በዚህ አካባቢ ላይ መጥፎ ስለሆነ ሁላችንም ከዚህ አካባቢ ልንቆጠብና ከዚህ አካባቢ ልንድን ይገባል ማለት ነው። እና ሁላችሁም ከዚህ አካባቢ እንድትርቁ እንደዚህ አካባቢ ላይ እንዳትሄዱ እመክራችኋለሁ ማለት ነው። የተለያየ ነገሮች እንግዲህ አሉ ማለት ነው። ከእነዚህም ነገሮች ቁማር ቤት ለምሳሌ የፑል ቤት ላይ ራሱ ቁማር ቤት ጨዋታ ሊኖር ይችላል የቢንኮ ጨዋታ ሊኖር ይችላል የካርታ ጨዋታ እንዲሁም ደግሞ የተለያዩ የቁመር ጨዋታ አይነቶች አሉ ማለት ነው። እና እነዚህ አካሄዶች ላይ እንዳትሄዱ እመክራቸዋለሁ ማለት ነው። ምክንያቱም እነዚህን ስለሚያመልኩ በራስም ሆነ በማህበረሰብ እንዲሁም ደግሞ በቤተሰብ እና በሀገር ደረጃ ከፍተኛ የሆነ ኪሳራ ነው ስለሚያስከትሉ ማለት ነው። እንግዲህ እኔ ከምሄድባቸው መዝናኛዎች በጣም አብልጬ የምወደው የውሃ ገንዳ ላይ ሄዶ መዋኘትና መዝናናት እጅግ በጣም ያስደስተኛል። እንዲሁም ደግሞ ሀይቅ አለበት ትዳር የቻለኝ ሀጄ ሳሳልፍ በጣም የደስታ ስሜት ይሰማኛል ምክንያቱም የአየር ንብረቱም በጣም ደስ የሚልና የሚያስደስት በመሆኑ ያንን የአየር ንብረት ቁጭ ብዬ እንግዲህ ሰው እንትን ስለው ስቀዝፈው ማለት ነው በጣም ደስ ይለኛል። እዛ ወንዝ ዳርቻ ላይ በመቀመጥ እንግዲህ የተለያዩን ስሳትም ወንዝ ውሳኔ ያለው ማለት ነው። እናም ቁጭ ብዬ የነዛን እንስሳቶችን አሰራር እንዲሁም ደግሞ ተፈጥሮን እያደነቁ መመሰጥ በጣም ደስ ይለኛል ማለት ነው። ከዚህም በተጨማሪ እንግዲህ በትርፍ ጊዜ ወደ ሙዚየም እሄዳለሁ ማለት ነው ሙዚየም ላይ በመሄድ የተለያዩ ነገሮችን አሰራራቸውን እየተመለከትኩ መደመም ደስ ይለኛል ማለት ነው። እናም በትርፍ ጊዜ ሰው በተለያየ ቦታ ይሄዳል ማለት ነው እንደሚወደው እንደሚፈልገው ማለት ነው እናም እንደ ጊዜ ወቅት ሁኔታ ማለት ነው። እንግዲህ ብኔ መስከረም አካባቢ ላይ የምሄድባቸው በትርፍ ጊዜ የማከናውናቸው ተግባራት ለአንድ አፋፍ የሚባል ቦታ አለ ማለት ነው። እዛ ላይ ሄጄ ገደላማ ቦታ ነውና ከላይ ከተራራው ላይ ቁጭ ብዬ ወደ ታይት እየተመለከትኩ እጽዋቶችን እያየሁ መዝናናት ደስ ይለኛል። በዛ እጽዋቶች ውስጥም የተለያዩ አዋፍትና እንስሳት ይገኙበታል ማለት ነው። እንግዲህ እነዛንን እያየሁኝ መደሰት በጣም ያስደስተኛል። ሁሉም ሰው የራሱ የሆነ የሚዝናናበት እና የትርፍ ጊዜውን የሚያሳልፍበት መንገዶች ይኖሩታል እነዚህን መንገዶች በአግባቡና በስርዓት ሊጠቀምባቸው ይገባል ማለት ነው። እንግዲህ እነዚህም መሆን ያለባቸው ሊጠቅሙትና እሱን ሊያስደስቱ የሚችሉ እንጂ ሊጎዱ የሚችሉ ከሆኑ ከነዛ አካባቢዎች ሊቆጠብና እዛ ከመሄድ ራሱን ሊያድን ይገባል ማለት ነው። እና ሁላችሁም የሚመግራችሁ የትርፍ ጊዜያችሁን የምታሳልፉበትን መንገድ ልትመርጡ ይገባል ማለት ነው። አልባሌ ቦታዎች ላይ ሄዳችሁ የትርፍ ጊዜያችሁን ማሳለፍ እንደሌለባችሁና ጊዜያችሁን በከንቱ እንዳታባክኑ እላለሁ ማለት ነው። እንግዲህ የትርፍ ጊዜያችሁን በአግባቡና በተወሰነች ሰዓት ልታሳልፉ ይገባል እንጂ ሙሉ ጊዜያችሁን በትርፍ ጊዜ ብላችሁ ያላስፈላጊ ነገሮችን እየሰራችሁ ነገራችሁን እንድታበላሹ አላ።

ሰላም ሰላም ጤና ይስጥልኝ እንግዲህ ሹራብ መስፋት ትችላለህ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እድሉ ስለሰጠኝ በጣም እየመሰገንኩ እንግዲህ ሹራብ መስፋት እችላለሁኝ ማለት ነው። ሹራብ መስፋት እንግዲህ ስንል ሹራባችን በተለያየ ምክንያት ሊቀደድብን ይችላል ማለት ነው። ለምሳሌ ከስፌቱ ላይ ሊለቅብን ይችላል በዚህን ጊዜ እንግዲህ ሹራባችንን ሰፍተን መጠቀም በጣም ወሳኝና መደረግ ያለበት ነገር ይሆናል ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ሹራብ መስፋት እንግዲህ። አርጂቶ ሊቀደድ ይችላል ማለት ነው። በዚህን ጊዜ ይህንን ሹራብ መስፋት ማድረግ በጣም ወሳኝ ይሆናል ማለት ነው። ምክንያቱም ሹራብ ሳንሰፋ እንዲሁ የምንጥለው ከሆነ ለተለያየ ኪሳራ ውድመት ስለሚዳርገን ማለት ነው። እና ሹራብ መስፋት ከሁላችንም የሚጠበቅ ነገር ነው። ሹራባችንን ሰፍተን መጠቀም ይኖርብናል ማለት ነው። ይሄን ካላደረግን እጅግ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም ሹራብ መስፋት ለተለያዩ ወጮችን ይቆጥብልናል ማለት ነው። እንግዲህ ሹራብ መስፋት በመኪነኛ ሊሆን ይችላል ወይም ደግሞ ሹርባ መስፋት እንግዲህ በተለያየ ምክንያት ሹራባችን ተቀዶ ይህንን ሹራብ ሰፍተን መጠቀም ሊኖርብን ስለሚችል ሁላችንም የሹራብ መስፋትን ልናደርግ ይገባል ማለት ነው። ይህን ካላደረግን እጅግ በጣም አስቸጋሪ ስለሚሆን ሹራብ መስፋት ሁላችንም ማድረግ ያለብን ጉዳይ ነው ማለት ነው። ብዬ ነው የማምነው እና ሁላችሁም የሹራብ መስፋት እንድታደርጉ እጠይቃችኋለሁ የሹራብ መስፋት መቻል ችሎታን ይጠይቃል። በርግጥ እንግዲህ ሹራብ መስፋትን በሁለት አይነት መንገድ ሊካሄድ ይችላል አንደኛው በእጅ በመስፋት ማለት ነው። በእጅ መስፋት ማለት እንግዲህ ምንም አይነት መኪና ሳንጠቀም በመርፌና በክር ብቻ በመጠቀም ሹራብ ልንሰፋ እንችላለን። በሁለተኛ ደረጃ ደግሞ መኪና በመጠቀም የተቀደደውን ሹራብ መጣፊያ ተጠቅመን ሊሆን ይችላል ወይም ደግሞ ያለመጣፊያ እንሰፋዋለን ማለት ነው። እና ይህ አይነት እንግዲህ በም በተለይ በመኪና የሚሰራው የሹራብ መስፋት አይነት ደግሞ እንግዲህ የልምድንና ከፍተኛ የሆነ ጥረትን የሚጠይቅ አይነት የስራ ነው ማለት ነው። እና ሁላችንም ይህንን ልምምድ ልናደርግ እንችላለን ሹራብ መስፋት እና ሌላ ልብሶችን መስፋት እንግዲህ የገቢ ምንጭንም ያስገኝልናል ማለት ነው። የራሳችንን የገቢ ምንጭ ከመቆጠብ በተጨማሪ የሌሎችን ሹራብ በመስፋት የገቢ ምንጭ ማግኘት እንችላለን። እና ይህንን የገቢ ምንጭ ለማግኘት እንግዲህ ሁላችንም ሹራብ መስፋትን ልንለማመድና ልናደርግ የሚገባን ነገር ነው ማለት ነው። እና ሁለቱም ሹራብ መስፋት እንድታደርጉ እጋብዛለሁ ማለት ነው። ሹራብ መስፋት እንግዲህ የተቀደደን ሹራብ ከመጣል ይልቅ ሰፍተን ልንጠቀም ይገባል ማለት ነው። ምክንያቱም የገዛነው ሹራብ እንግዲህ ቶሎውኑ ሊቀደድ ይችላል ማለት ነው እርጅና ሳይከሰት ነገር ግን ከስፌቱ ላይ በተለያየ ምክንያት ሹራባችን ሊቀደድ ይችላል ማለት ነው። እና ይሄን የተቀደደ ሹራብ እንግዲህ ሰፍተን መጠቀም ይኖርብናል። በተለይ በእኛ አካባቢ ደግሞ ሹራብን ሰፍቶ መጠቀም የተለመደ ተግባር ነው ምክንያቱም እንግዲህ ለስራ ልብስ የሚሆነው በተለይ ደግሞ በተለያየ ምክንያት ልብሱ ይቀደዳል ማለት ነው። እና ይሄን የተቀደደውን ሹራብ ሰፍተን ካልሆነ አዲሱን የምንጠቀምት ከሆነ በድጋሜ ስለሚቀደድ ያንን ጥለን ደግሞ ሌላ ለመልበስ ወጪ ስለሚያስከትልብን ይህንን ሹራብ በመቅደ የተቀደደውን በመስፋት ለድጋሚ መጠቀም እንችላለን ማለት ነው። እና ሁላችሁም እንዲህ አይነት ነገሮችን ብትጠቀሙ በጣም አሪፍ ነው ማለት ነው። ይሄ ኑሮን በዘዴ ይባላል ማለት ነው። እንጂ ዝም ብለንማ የምንጥል ከሆነ እጅግ በጣም ከባድ ይሆናል ማለት ነው። እና ይህንን ኑሮ በዘዴ መጠቀም ለሁላችንም የሚጠበቅብን እና ያለ ነገር ነው። ስለዚህ ይህንን ነገር እንድታደርጉ እጋብዛችዋለሁ ማለት ነው። ኑሮ በዘዴ ማለት እንግዲህ ያለልን ነገር በስልትና በብልሃት መጠቀም ማለታችን ነው። በስልትና በብልሃት ስንል እንግዲህ ይህንን የተቀደደ ሹራብ ከመጣል ይልቅ መጣፊያ ተጠቅመን ሊሆን ይችላል ወይም ደግሞ መጣፊያ የማያስፈልገው ከሆነ እንዲሁ ዝም ብለን በክርና በመርፌ ልንሰፋ እንችላለን እንዲሁም መኪነኛ ላይ በመውሰድ የኛ የመስፋት ችሎታ ከሌለን መኪነኛ ላይ ልንወስድ እንችላለን ማለት ነው። እና እኔ እንግዲህ ይህንን በመርፌ ልብስ ሹራብን መስፋት የለመድኩት ከአባቴ ነው። አባቴ እጅግ በጣም አድርጎ ልብስን መስፋት በጣም ይችልበታል ማለት ነው። እንደውም በመኪነኛ ወይም ደግሞ በመኪና ሄዶ ከሚሰፋው ይልቅ እሱ በእጁ የሚሰፋው ያማረና ውብ የሆነ ይሆናል ማለት ነው። እና እሱን በመመልከት እንግዲህ የሱን እጅ በመያዝ እኔም ደግሞ ሹራብ መስፋትን ተለማምጀበታለሁ ማለት ነው። እንግዲህ ጓደኞቼ ልብሳቸው ሲቀደድባቸው ራሱ ሹራብ ስራልኝ ብለው የሚያመጡት እኔ ላይ ነው። ሹራቡን ስፋለን ብለው እነሱ የሚሰፉት ከሆነ ግን ይጨማደድባቸዋል እኔ ስሰፋው ግን ልክ መኪ ነኛ እንደሰፋው አድርጌ እሰፋላቸዋለሁ። ምንም አይነት ክሩ ሳይታይ በየት ላይ እንኳን እንደተሰፋ ሳይታወቅ በአሪፍ ሁኔታ ሰፍቼ እሰጣቸዋለሁ ማለት ነው። እና እነሱም ያመሰግኑኛል አንተ እኮ ትለያለህ ችሎታህ ልዩ ነው እያሉ ያደንቁኛል

ሰላም ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ መዋቢያ ትጠቀማለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ አዎ መዋቢያ እጠቀማለሁ ማለት ነው። እንግዲህ መዋቢያ ስንል የተለያዩ የመዋቢያ ነገሮችን በመጠቀም ራሳችንን አሪፍ የምናደርግበት ነገር ነው ማለት ነው። እና መዋቢያ እንግዲህ ብዙ አይነት መዋቢያዎች አሉ ማለት ነው። ከእነዚህም መዋቢያዎች መካከል የተለያዩ የቅባት አይነቶች አሉ ማለት ነው። ኮስሞቲክስ ብለን የምንጠራቸው ለፊት መዋቢያነት እንዲሁም ለፀጉር መዋቢያነት ለቆዳ መዋቢያነት ብለን ከፋፍለን በሶስት መልኩ እኔ የምጠቀማቸው በሶስት መልኩ ነው ማለት ነው። ለቆዳዬ እንዲሁ ለእጄ ምናምን ለእግሬ የምጠቀመው መዋቢያ አለ ለፊቴ ደግሞ ለብቻው የምጠቀመው መዋቢያ አለ ማለት ነው። እንዲሁም ለፀጉሬ የምጠቀመው መዋቢያ አለ ማለት ነው። ለፀጉሬ የምጠቀመው መዋቢያ እንግዲህ ለፀጉር የሚሆን የቅባት ነው ራሱን የቻለ እና ይህም ቅባት ብሉ ማጂክ ይባላል ማለት ነው። ይህ ጠውር ይሄ ቅባት እንግዲህ ፀጉርን የሚያለሰልስና የሚያጠጉር በመሆኑ ፀጉሬን እንግዲህ እሱን ነው የምጠቀመው ማለት ነው። ለፊቴ ደግሞ ለፊቴ የሚሆኑ የቅባት አይነቶች አሉ ማለት ነው። እነዚህን ቅባቶች እንግዲህ ፊቴን እቀባለሁኝ ለምሳሌ ሎሽን የሚባል አለ። ይሄን ሎሽን ለፊቴ እቀባለሁ እንዲሁም ደግሞ ኳኳ የሚባል ቅበት አለ ማለት ነው። እና ይህ ቅባት ለፊት ማስዋቢያነት በጣም ያስፈልጋል ማለት ነው። የፊት ማስዋቢያ ወይም ደግሞ ማስዋቢያ ሁሉ አጠቃላይ ካልተጠቀምኩ ፈላሻ ወይም ደግሞ መልከ ጥፉ ነው ወይም ሆኖ ማለት ነው። እና ማስዋቢያ እጠቀማለሁ ማስዋቢያ የምጠቀመው አብዛኛውን ጊዜ ወደ ስራ ቦታ በማልሄድበት ጊዜ እና ወይም ደግሞ የጉልበት ስራ አይነት የምሰራ ከሆነ። በዛን ጊዜ ማስዋብያዎችን አልተጠቀሙም ነገር ግን ወደ ቢሮ እና ደግሞ ወደ ትምህርት ወይም ደግሞ ወደ ተለያዩ ወደ መዝናኛ ቦታዎች የምሄድ ከሆነ ይህንን ማስዋቢያ እጠቀማለሁኝ ማለት ነው። እና ማስዋቢያ መጠቀም እንግዲህ አሪፍ ነገር ነው። ምክንያቱም እንግዲህ ይህን ማስዋሚያ በመጠቀም የሰውነቴን እንትን ለማድረግ ጥሩ የሆነ እንዲሆንልኝ ለማድረግ ስለሚያስችለኝ ማለት ነው። እና ማስዋቢያ ማድረግ በጣም ጥሩ በመሆኑ ማስዋቢያ ልታደርጉት ትችላላችሁ ሁላችሁም ማለት ነው። ነገር ግን ከእኔ በበለጠ ማስዋቢያ እጅግ በጣም የሚጠቀሙ ሴቶች ናቸው። ምክንያቱም ሴቶች በመስዋቢያ ነው ማለት ነው ራሳቸውን ዲኮር የሚሰሩ ያንን ካላደረጉ ከቤትም አይወጡም እንግዲህ ሴቶች ብዙ ጊዜ መስዋቢያ በመጠቀም ብዙ ሰዓትን ያሳልፋሉ ማለት ነው። እንደዛውም እኔ እንደ ሴቶች ብዙ ባይባልም እኔም ጠዋት ወደ ትምህርት ወደ ክፍል ከመሄዴ በፊት ይህንን ማስዋቢያ ስጠቀም እቆያለሁ ማለት ነው። እና ይህንን ማስዋቢያ ፀጉሬንም ማበጠርያ ሊሆን ይችላል። ፊቴን መባበስ ሊሆን ይችላል በቅድሚያ እታጠባለሁ ማለት ነው ከታጠብኩ በኋላ ይህንን ማስዋቢያ በመጠቀም እንግዲህ ጥሩ የሆነ የፊት ወይም ደግሞ የፀጉር ስታይል እንዲኖረኝ እንዲሁም ደግሞ ቆዳዬ እንዲለሰልስ ያደርግልኝ ማለት ነው። ይህ ማስዋቢያ እንግዲህ ብዙ ጥቅሞች አሉት። እንዲሁም ደግሞ የጥፍር ማስዋቢያ አለ ይሄንን እንኳን የሚጠቀሙት ሴቶች ናቸው ማለት ነው። በአጠቃላይ እንግዲህ እኔ ማስዋቢያ አጠቀማለሁ ማለት ነው። ማስዋቢያዎች እንግዲህ እኛን ውብ አድርገው ያሳዩናል ማለት ነው። ማስዋቢያ ካልተጠቀምን መልካችንን ሊበላሽ ይችላል ማለት ነው እና ማስዋቢያ መጠቀም በጣም አሪፍ ነው። ማስዋቢያ መጠቀም ግን አሪፍ ብቻም ሳይሆን የራሱ የሆነ ጥቅም እና ጉዳት አለው ማለት ነው። እንግዲህ እስካሁን ስነግራችሁ የቆየሁት ጥቅሞች ሲሆኑ ከጉዳቶቹ መካከል ደግሞ አንዳንዶቹ ማስዋቢያዎች እንግዲህ ጊዜያቸው ያለፈባቸው ሊሆኑ ይችላሉ ማለት ነው። እና ጊዜያቸው ያለፈባቸው በመሆናቸው ቆዳችንን ወይም ደግሞ ፊታችንን ሊያበላሹት ይችላሉ። እንዲሁም ደግሞ አንዳንዶቹ ያልታዘዙ ማለት ከቆዳ አይነታችን ጋር የማይሄዱ አይነት ማስዋቢያዎች ከሆኑ ቆዳችንን ሊያበላሹት ሊያሳብቱት በፊታችን ላይ የተለያየ ቡገር ወይም ደግሞ ማዕዳት እና ሌላ ሌላ ነገሮችም ሊያስወጡብን ይችላሉ ማለት ነው። እና ጉዳታቸው እንግዲህ እነዚህ አይነት ግባቶች ወይም ደግሞ ማስዋቢያዎች የከፋ ነው ማለት ነው። ከዚህም በተጨማሪ እንግዲህ ማሰዋቢያዎቹ ለመግዛት ወጪ ያስፈልጋል ማለት ነው። እና ይህ ወጪ የኛን ገንዘብ ሊበዘብዝብን ይችላል ማለት ነው። እንግዲህ ወጪ የኛንም የቤተሰብንም ህይወት ሊያነጋ ይችላል ማለት ነው። እንግዲህ ከፍተኛ የሆነ ማስዋቢያ የምንጠቀም ከሆነ ይህ ማስዋቢያ የቤተሰባችንንም ሆነ የኛን የገቢ ምንጭ ሊያዳክምብን ይችላል ማለት ነው። ለምሳሌ እኛ የገብ ምንጭ የሌላቸው ሰዎች ከቤተሰባቸው ላይ በመጠየቅ ገንዘቡን ስለሚያመጡ ይህን ገንዘብ አምጥተው እንግዲህ ለመስዋቢያ ሲጠቀሙ ቤተሰቡ በረሃብ ወይም ደግሞ በችግር ሊጋለጥ ይችላል ማለት ነው። እና ማሳቢያንም በከፍተኛ ሁኔታ አብዝቶ መጠቀም ምናልባት ከጥቅሙ ጉዳቱ ሊያመዝን ስለሚችል ማስዋቢያ ስንጠቀም ባናበዛና በመካከለኛ የሆነ ማስዋቢያዎችን ብንጠቀም በጣም አሪፍ ነገር ነው ማለት ነው። እና ያው ማስዋቢያዎች በእርግጥም ብዙ ጠቀሜታዎች ቢኖራቸውም ከዚህ በተቃራኒ ጎን ደግሞ የራሱ የሆነ ጉዳቶች ስላሉ እነዚህን ጉዳቶችን ላለመቀበል መወሰን ያስፈልጋል

ሰላም ሰላም ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ እናንተ እንዴት ናችሁ እያልኩ ጥያቄየን ለመመለስ ወደዚህ ቀርቤያለሁ ማለት ነው። እንግዲህ ኢንተርኔት አለህ የሚለውን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ምላሼ አዎ ኢንተርኔት አለኝ ነው። ምክንያቱም እንግዲህ ኢንተርኔት በጣም አስፈላጊ የሆነ ነገር ነው ማለት ነው። የተለያዩ ነገሮችን። ተደራሽ ለመሆን ወይም ደግሞ ለማግኘት እና ለመጠቀም ኢንተርኔት እጅግ በጣም አስፈላጊ ነው። በተለይ በአሁኑ ሰዓት ነገሮች በኢንተርኔት ነው የሚከናወኑት ማለትም በመስመር ላይ ብዙ ነገሮች መሸጥም መግዛትም ስለሚቻል ኢንተርኔት በጣም አስፈላጊ ነው። ከዚህም በተጨማሪ ደግሞ የተለያዩ መረጃዎችን በመስመር ላይ ለማግኘት ኢንተርኔት በጣም ወሳኝ ነው ማለት ነው። እናም ኢንተርኔት አለኝ ይሄንን ስራም እየሰራሁት ያለሁት በመስበር ላይ በመሆኑ ኢንተርኔትን ተጠቅሜ ነው ማለት ነው። እና ኢንተርኔት ለእኛ እጅግ በጣም አስፈላጊ የሆነ መሳሪያ በመሆኑ ኢንተርኔትን እንግዲህ እጠቀማለሁ ማለት ነው። ኢንተርኔት መጠቀም ሁላችሁም ትችሉበታላችሁ ኢንተርኔትም አላችሁ ብዬ እገምታለሁ። ኢንተርኔት እንግዲህ የሚኖራችሁ በተለይ ደግሞ የተች ስልክ ካላችሁ ነው እንጂ እነዚህ ቀላል ስልኮች ኢንተርኔትን የማግኘታቸው እድል በጣም ዝቅተኛ በመሆኑ። ይኸው ኢንተርኔት ትንሽ አዳጋች ሊሆን ይችላል ማለት ነው። እንዲሁም በእኛ አካባቢ ኢንተርኔት ደግሞ ይጠፋል ማለት ነው። ኢንተርኔት ሲጠፋ እጅግ በጣም ነው የምንቸገረው ኢንተርኔት በሚጠፋበት ጊዜ እንግዲህ መረጃዎችን መላክም ሆነ መቀበል አንችልም ማለት ነው። ከዚህም በተጨማሪ መረጃ ከመላክም ሆነ ከመቀበል በተጨማሪ እቃዎችን ለመግዛት እና ለምሸጥም በጣም አዳጋች ይሆንብናል ማለት ነው። ይሄ ደግሞ በኑሮአችን ላይ በጣም ከባድ ፈተና ይፈጥራል ማለት ነው። ምክንያቱም አንዳንድ ሰዎች በብዛት የሚተዳደሩት በመስመር ላይ እቃዎችን በመሸጥ እና በመግዛት ነውና ይህ ኢንተርኔት በሚጠፋበት ጊዜ ለህይወት በጣም ከባድ ይሆናል ማለት ነው። እና በአሁኑ ሰዓት እንግዲህ ኢንተርኔት ሁሉ ነገራችንን ተቆጣጥሯል ማለት ይቻላል። ምክንያቱም እያንዳንዱ ነገር የሚተላለፈው በመስበር ላይ በመሆኑ ግብይትም በለው ምንም አይነት ነገር መረጃ መለዋወጥም በኢንተርኔት በመሆኑ ይህ ኢንተርኔት በሚጠፋበት ጊዜ እጅግ በከባዱ እንቸገራለን ማለት ነው። እና ኢንተርኔት ባይጠፋብን በጣም ነው ደስ የሚለን እንደ አሁኑ እንዳለ ማለት ነው። እና አሁን ላይ እንግዲህ አሁንም ቢሆን ኢንተርኔት በጣም ከባድ አድርጎብኛል ማለት ነው። እንግዲህ ይህንን ሪከርድ እየሰራሁ ወይም ይሄን ቅጂ ቀድቼ ወደምልክበት ጊዜ በጣም ይቆያል ማለት ነው። ፍተሻ ያደረገ ያንን እስተሚገመግመው ድረስ ወደዛ ለመላክ እጅግ በጣም ረጅም ደቂቃ ይወስድብኛል ይሄ የሆነበት ምክንያት እንግዲህ ጥሩ የሆነ ፈጣን የሆነ ኢንተርኔት ባለመኖሩ ማለት ነው። ሆኖም ግን እንግዲህ ይሄን ኢንተርኔት ለመጠቀም ሳፋሪኮም ከኢትዮ ቴል ሻል ባለ መልኩ እየሰጠ ይገኛል ማለት ነው። እናም ኢንተርኔት እንግዲህ ሳፉሪኮምን ብትጠቀሙ ጥሩ ኢንተርኔት ለማግኘት እመክራለሁ ማለት ነው። እንግዲህ ደግሞም ይህ ስልኩንም መሰረት ያደርጋል ማለት ነው። በተለይ እነዚህ ሳምሰንግ የሚባሉ የስልክ አይነቶች ለኢንተርኔት በጣም ቅርብ የሆኑና ኢንተርኔትን በቀላሉ ማግኜት የሚችሉ መሳሪያዎች ናቸው ማለት ነው። እና ኢንተርኔት እንድትጠቀሙ እጋብዛለሁ በኢንተርኔት ሁሉም ነገር ስለሆነ ሁላችሁም የኢንተርኔት ተጠቃሚ ብትሆኑ ከዛ ከኢንተርኔት ብዙ ጥቅም ታገኙበታላችሁ ማለት ነው። እንግዲህ በኢንተርኔት ስንጠቀም ሁለት አይነት ነገሮችን ተጠቅመን ኢንተርኔትን ማግኘት እንችላለን ማለት ነው። የመጀመሪያው እንግዲህ ዋይፋይ በመጠቀም ኢንተርኔትን ማግኘት እና መጠቀም እንችላለን ማለት ነው። እንግዲህ ዋይፋይ ከዳታ ከመሙላት ይልቅ ገንዘብ ሞልተን በዳታ ከመግዛት ይሄን ኢንተርኔት አክሰስ ለማድረግ ወይም ደግሞ ለማግኘት ከፍተኛ የሆነ ጥቅም አለው ማለት ነው። አንደኛ ገንዘብን ይቆጥብልሃል በሁለተኛ ደረጃ ኢንተርኔቱም ከዳታው ይልቅ ፈጠን ያለ ይሆናል ማለት ነው። እና ኢንተርኔት እንግዲህ ለመጠቀም እነዚህን ሁለት መንገዶችን ልንጠቀም እንችላለን ማለት ነው። እንዲሁም ደግሞ ቪፒኤን እናበራለን ማለት ነው የተለያዩ ፍሪ ኢንተርኔቶች አሉ ማለት ነው። ወይም ደግሞ ነፃ ኢንተርኔቶች አሉ። እነዛን ነፃ ኢንተርኔቶች እንግዲህ በመጠቀም ኢንተርኔትን ማግኘት ይቻላል ማለት ነው። ነገር ግን ይሄ ነፃ ኢንተርኔቱ በጣም ያዝጋል በጣም ደግሞ ቶሎ ነገሮችን ማግኘት አያስችለንም ብዬ የሆነበት ምክንያቱም አብዛኛው ሰው ነፃ ኢንተርኔት ስለሚጠቀም ኢንተርኔት ይጨናነቃል ማለት ነው። እንግዲህ ኢንተርኔት ይጨናነቃል ኢንተርኔት ወይም የሚጨነቅበት ጊዜ ነገሮችን በቀላሉ ማግኘት እና መላክ በጣም አስቸጋሪ ይሆናል ማለት ነው። ለምሳሌ አሁን ባለንበት ሰዓት ኢንተርኔት ትንሽ አሪፍ ነው። ይሄ የሆነበት ምክንያት አብዛኛው ሰው በዚህ ሰዓት ተኝቶ ስለሆነ እና ስለማይጠቀም ስራ ላይም ስለሚሆን ኢንተርኔት ብንጠቀም በጣም አሪፍ ይሆናል ማለት ነው። ነገር ግን ቀን አካባቢ ላይ ኢንተርኔት መጠቀም በጣም አደጋች ይሆንብናል ምክንያቱም አብዛኛው ሰው ኢንተርኔት በሚጠቀምበት ጊዜ ኢንተርኔት በራሱ የመጨናነቅ ባህሪ ያመጣል ማለት ነው። እና ኢንተርኔት ሌሊት ሌሊት ላይ ከስድስት ሰዓት በኋላ በተለይ አሪፍ የኢንተርኔት ግኝት እናገኛለን እና የዛኔ ብንጠቀም

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ። እንግዲህ የቀረበልኝ ጥያቄ "ጥራት ያለው ስራ ማቅረብ ትችላለህ?" የሚል ነው ማለት ነው። አዎ ጥራት ያለው ስራ ማቅረብ ደስ ይለኛል ማቅረብም እችላለሁ ማለት ነው። ምክንያቱም ጥራት ያለው ስራ ለራስ ነው ማለት ነው። ምክንያቱም ደንበኞችን ለመሳብ እና ወደ እኛ ለማምጣት ጥራት ያለው ስራ ነው ማከናውን በጣም ተገቢ ነው ማለት ነው። ጥራት የሌለው ስራ ከሆነ እኛንም ሆነ ለደንበኛችን አይበጅም ማለት ነው። ምክንያቱም ለደንበኞቻችን ኪሳራንም ያጋ ያጋጥመችዋል ማለት የገዙት እቃ ጥራት የሌለው ከሆነ ያ ነገር እንግዲህ ቶሎ የመበላሸት እና የመውደቅ ነገር ሊከሰትበት ይችላል ማለት ነው። እኛም እንዲሁ ደግሞ ጥራት የሌለው ነገር የማናቀርብ ከሆነ ደንበኞቻችን ከእኛ ይሸሹናል ማለት ነው። ከዚህም በተጨማሪ እንግዲህ ጥራት የሌለው ነገር ከሆነ ደንበኞች መጥተው እስተሚገዙት ድረስ በምናስቀምጥበት ጊዜ ያ እቃ ወይም ደግሞ ስራችን ሊበላሽና ሊወድም ይችላል ማለት ነው፤ እና ጥራት ያለው ስራ እንግዲህ ለሁላችንም የሚበጅ ነገር ነው ማለት ነው። እንዲሁም ከደንበኛና ከሻጭ ወይም ደግሞ ተገዢ ይበልጥ በሀገር ደረጃ ራሱ ጥራት ያለው እቃ ማቅረብ በጣም ከፍተኛ የሆነ ጠቅሜታን ይሰጣል ማለት ነው። እንግዲህ ይሄ ጥራት ያለው ነገር በ የሚቀርብ ከሆነ ሀገሪቷ ራሱ ታዋቂ ትሆናለች ሀገሪቷም ያደገችና የበለፀገች ትሆናለች ማለት ነው። ምክንያቱም ዜጎቿ ሀብታም ከሆኑና ታዋቂ ከሆነች ሀገሪቱ በቀላሉ ወደ እድገት ማማ የማም የማምራት ነገር ይታያል ማለት ነው እና እንግዲህ ይህንን ጥራት ያለውን ስራ ለመስራት ሁላችንም ተግተን ልንሰራ ይገባል ማለት ነው። አንዳንድ ሰዎች ግን ጥራት የሌለው እቃ ሲያቀርቡ ይታያሉ። ይህ የሚሆንበት ምክንያት የዋጋ ቅናሽ ይገዙና አውቀው በማስመሰል ከውድ እቃው ጋር በመሸጥ በቀላሉ ለመክበር የሚችሉ ሰዎች ናቸው፤ ነገር ግን እንደዚህ አይነት ሰዎች ትልቅ ቦታ ላይ መድረስ አይችሉም። ምክንያቱም ደንበኞቻቸው ይሄን እየተረዱ ሲሄዱ እያገለሏቸው ይሄዳሉ ከዛም የብቻቸውን ይቀራሉ ማለት ነው። ስለዚህ ጥራት ያለው ስራ ማቅረብ ለራስ ስለሆነ ሁላችንም ጥራት ያለው ስራ በማቅረብ ሁላችንም ልንተባበርና ልንተጋ ይች እንችላለን ማለት ነው። እንግዲህ ጥራት ያለው እቃ ማቅረብ ሊያሸልም ይችላል ማለት ነው። የሚያሽልመንም ከደንበኞቻችን ሊሆን ይችላል፣ እንዲሁም ተመንግስት ሊሆን ይችላል፣ እንዲሁም ደግሞ በትርፍ እኛኑ ይሸልመናል ማለት ነው። በትርፍ እንንበሸብሻለን ማለት ነው። እንግዲህ ይህ አይነት ጥቅም ያለው ከሆነ እና ጥራት ያለው እቃ እንደዚህ አይነት ከሆነ ሁላችንም ጥራት ያለው ነገር ልናቀርብ ይገባል ማለት ነው። ለምሳሌ አንድ ጓደኛ አለኝና እሱ ጓደኛዬ ጥራት ያለው ነገር ማቅረብ በጣም ያስደስተዋል። እንግዲህ እሱ ሱቅ ሻጭ ነው ማለት ነው እና ይሄ ሱቅ ሻጭ በከፍተኛ ዋጋ እየገዛ ነገሮችን ሱቅ ላይ ያስቀምጣል ማለት ነው። እኔ ደግሞ እንዴት ይሄን ያክል ያዋጣል ወይ ምናምን ብዬ ስለው አዎ ከጥራት አገኘዋለሁ ደንበኞችን ስለማፍራበት ደንበኞችንም ስለሚያውቁ እንግዲህ የመጣበትን ስለሚያውቁ እነሱም በጥሩ ዋጋ ይገዙኛል ማለት ነው ብሎ መልስ ይሰጠኛል ማለት ነው፤ እና ጥራት ያለው ስራ በጣም አስፈላጊ ነው ማለት ነው። እንዲሁም ደግሞ ጥራት ያለው ስራ እንግዲህ ሲባል እኛ ፈጥረን የምንሰራ ብዙ ስራዎች አሉ ማለት ነው፤ እና እነዛን ስራዎች እንግዲህ ለሰው ይመስል አለባብሰን ሳይሆን በጥራትና በጥሩ ሁኔታ ልንሰራ ይገባል ማለት ነው። እንግዲህ አንድ ጓደኛዬ የስዕል ሰራተኛ ነው ማለት ነው፤ እና ይህ የስዕል ሰራተኛ እንግዲህ ስራዎቹ እጅግ በጣም ጥራት ያላቸው ናቸው እና ይሄን ስለሚያውቁም ብዙ ጓደኞቻችን እና የጓደኞቻችን ጓደኞች ማለት ነው እየመጡ ከእሱ ላይ የ ስዕልን ይገዛሉ ማለት ነው። ይህ የሆነበት ምክንያት እንግዲህ ጥራት ያለው በመሆኑ ማለት ነው ምንም አይነት የመደብዘዝ ነገር አይታይበትም ማለት ነው በስዕሉ ላይ እንግዲህ ስዕሉን ለመስራት ብዙ ጊዜ ይወስድበታል። ምክንያቱም ጥራት ያለው በመሆኑ ማለት ነው፤ ነገር ግን አለባብሼ ልሽጠው ካለ ወዲያውኑ በሳምንት ወይም ደግሞ በሶስት ቀን ሊያደርሰው ይችላል ማለት ነው፤ ነገር ግን እሱ ጥራት ያለው ስራ ስለሚሰራ እንግዲህ ጥራት ያለውን ስራ ስለሚያስቀምጥ ማለት ነው እስከ አንድ ወር እና ሁለት ወር ድረስ ዝግ ብሎ ይሰራዋል ማለት ነው። እንግዲህም ለዚህ ምሳሌ ማስረጃ የሚሆን ብነግራችሁ ራሱ ሎናርዶ ዳቪንቺ የተባለው እንግዲህ የሞላኒዛን ስዕል የሳለው በጥራትና እስከዛሬ ድረስ በጣም የሚደነቅበት ስራ አለ የስዕል ስራ አለ እሱን እንግዲህ በጣም ለረጅም አመት አስራ ሁለት አመት ምናምን ያክል እንደፈጀበት እንግዲህ መረጃዎች ያመለክታሉ ማለት ነው፤ እና ይህ ምንድነው ነገሮችን በጥራት ካደረግናቸው እና ከሰራናቸው ለብዙ ጊዜ መቆየት እና ስማችንንም ሊያስጠሩን ስለሚችሉ ነገሮችን በጥራት ብንሰራ መልካም ነው። ስለዚህ ሁላችሁም ነገሮችን በጥራት እንድትሰሩ እጋብዛችኋለሁ ማለት ነው። ይህ እንግዲህ ለራሳችሁ ብቻ ወይም ደግሞ ሳይሆን ለሁሉም ማህበረሰብ የሚጠቅም በመሆኑ ሁላችንም ይሄንን ልናደርግ ይገባል ማለት ነው። ይሄንን ካላደረግን ግን ውሽልሽል እያደረግን ያለ ጥራት ነገሮችን በማጭበርበር የምንሸጥ ከሆነ

ሰላም ጤና ይስልኝ እንግዲህ ስለተሰጠኝ እድል በጣም አድርጌ እያመሰገንኩ እንግዲህ ጥያቄውን ለመመለስ ወደ እናንተ እቀርቤያለሁ ማለት ነው። እንግዲህ ጥያቄውን በቤቱ ውስጥ ወይስ በውጭ መሆን ትመርጣለህ ይላል? እንግዲህ እኔ የምመርጠው ውጪ ላይ መሆን በጣም ያስደስተኛል ማለት ነው። ምክንያቱም ቤት ውስጥ ከተቀመጥን የምናየው ምንም አይነት ነገር የለም ማለት ነው። እና ቤት ውስጥ መቀመጥ በጣም ይጨንቀኛል ማለት ነው። እንደኔ ከሆነ በተለይም ደግሞ እንደኔ አይነት ወጣት ቤት ውስጥ መቀመጥ በጣም ይጨንቀዋል ማለት ነው። ምክንያቱም እንደዚህ የሆነበት ምክንያት እንግዲህ ቤት ውስጥ መቀመጥ በጣም የሚጨቅ በመሆኑ ነው ማለት ነው። ቤት ውስጥ ተቀምጠን የምናየው ምንም አይነት ነገር የለውም። እንዲሁም ደግሞ የአየር ንብረቱ ራሱ የተጨናነቀ እፍን ያለና የምናየው ነገር ባለመኖሩ ቤት ውስጥ መቀመጥ በጣም የሚጨንቅና የሚያስፈራ ነገር ነው ማለት ነው። እናም ከቤት ውጪ ይልቅ ውጪ ላይ ሆኜ የተለያዩ ነገሮችን እያየሁ ብደሰት ነው ደስ የሚለኝ ማለት ነው። እንዲሁም ደግሞ ከቤት ውስጥ ውጭ ሆኜ የተለያዩ ሰዎችን በአካባቢዬ ሲያልፉ ሲያገድሙ አያለሁ ማለት ነው። ምክንያቱም የኛ ቤት ያለው እንግዲህ መንገድ ዳር በመሆኑ ሰዎች ሲያልፉና ሲወጡ ሲወርዱ እመለከታለሁኝ ማለት ነው። ከዚህም በተጨማሪ እንደዚሁ የተለያዩ ተሽከርካሪዎች በእኛ ሰፈር ያልፋሉ ማለት ነው። እና እንደዛ በሚያልፉበት ጊዜ እነዛን ተሽከርካሪዎች እያየሁ መደሰት እችላለሁ ማለት ነው። ከዚህም በተጨማሪ እንግዲህ የተለያዩ ሰዎች የተለያዩ ነገር ሲያከናውኑ ሲተገብሩ ውጪ ላይ ተቀምጬ እመለከታለሁ ማለት ነው። እናም ውጪ ላይ ስቀመጥ ቀኑ እንዴት እንደሄደ አላውቀውም ማለት ነው። ነገር ግን ቤት ውስጥ ከተቀመጥኩኝ በጣም ይጨንቀኛል ማለት ነው። ቤት ውስጥ መቀመጥ በጣም የሚያስጨንቅ ነው። አብዛኛውም ሰው ቤት ውስጥ መቀመጥ የሚመርጥ አይመስለኝም ማለት ነው። ቤት ውስጥ የሚቀመጠው ታማሚ ሰው ብቻ እንጂ ጤነኛ የሆነ ሰው ቤት ውስጥ ተቀምጦ መዋል እጅግ በጣም የሚጨንቅ ነገር ነው። ቤት ውስጥ ተቀምጦ አንድ ቀን ምሽት ድረስ መዋል በጣም የሚያስጨንቅና የሚከብድ ነገር በመሆኑ ሁሉም ሰው ከቤት ውስጥ ወጥቶ ይዝናናል ማለት ነው። እንደውም አንዳንድ ጊዜ ቤት ውስጥ ስራ ይዤ ሁላ ስራ እየሰራሁ ባለበት ሰዓት ለራሱ ወጥቼ እረፍት አደርጋለሁ ውጪ ላይ ሆኜ ደጁን ካላየሁት ደስ አይለኝም ይጨንቀኛል ማለት ነው። ይህ የሆነበት ምክንያትም እንግዲህ ቤት ውስጥ ስቀመጥ በጣም የሚያስጨንቅና የሚያስፈራ ነገር በመሆኑ ነው። ሌላው እንግዲህ ደጅ ላይ ወይም ደግሞ ውጭ ላይ መቀመጥ በጣም የሚያስደስትበት ጊዜ ያለ እንግዲህ ወደ ማታና ጠዋት አካባቢ ላይ በጣም ደስ የሚል የአየር ንብረት በመኖሩ ምክንያት በዚህን ሰዓት እንግዲህ ውጪ ላይ መቀመጥ በጣም ደስ ይለኛል ማለት ነው። ምክንያቱም የአየር ንብረቱ በጣም አሪፍ ቀዝቀዝ ያለ እንዲሁም ደግሞ ብዙ ጊዜ ዳመናማ የሚሆንበት ወቅት ነው ማለት ነው። በዚህ ሰዓት እና በዚህን ጊዜ እንግዲህ ውጪ ላይ መቀመጥ እጅግ በጣም ያስደስተኛል ማለት ነው። ቤት ውስጥ የምቀመጠው እንቅልፌ ሲመጣ ወይም ደግሞ ምግብ ለመብላት ወደ ቤት ሄጄ ትንሽ እረፍት ለማድረግ ነው ከዛ ውጭ ውሎዬን የማሳልፈው ውጭ ላይ ነው ማለት ነው። እንግዲህ በቀን ውስጥ ቤት ውስጥ የማሳልፋት ሰዓት ብትቆጠር ሶስት ሰዓት ብትሞላ ነው ማለት ነው። ቀሪውን ሌላውን እንግዲህ ሰዓት ቤት ውስጥ ነው የማሳልፈው ማለት ነው። ከማታው ጋር ከተደመረ እንግዲህ ወደ ሃያ ሶስት የሚሆነውን ሰዓት ውጪ ላይ አከብራለሁ ማለት ነው። እናም ውጪ ላይ እንግዲህ ሁሉም ሰው እንደዚህ ውጪ ላይ መቀመጥ ያስደስተዋል ማለት ነው። እንደውም አንድ ጓደኛ አለኝ ያ ጓደኛው እንግዲህ ስራ ቤት ውስጥ የሚሰራ ስራ ቢኖረው እንኳን ያንን ስራ ይዞ ወደ ውጭ ወጥቶ ቁጭ ብሎ ያንን ስራ እየሰራ ውጪ ላይ ይቀመጣል እንጂ ቤት ውስጥ መቀመጥ በጣም ያስፈራዋል ይጨንቀዋል ማለት ነው። እና ቤት ውስጥ መቀመጥ ሁላችንንም የሚያስፈራ ነገር የሚያስጨንቅ ነው ማለት ነው። እናም ለቀረበልኝ ጥያቄ ውጭ መሆን በጣም እመርጣለሁኝ እኔ ማለት ነው። እንግዲህ ውጪ ላይ ስንሆን ሰዎችን የተለያየ ነገር ሲያደርጉ እናያለን ማለት ነው። ሲጫወቱ ሲደሰቱ ሲጣሉ እንዲሁም ደግሞ የተለያየ ነገር ሲያደርጉ እንመለከታለን ማለት ነው። ውጪ ላይ ተቀምጠን ሌሎች ስራ ሲሰሩም እንመለከታለን ማለት ነው። እንግዲህ ሌሎች ስራ ሲሰሩ በመመልከት ከዛ ስራ ላይ የተለያየ ነገር መጠቀም ማወቅ እንችላለን ማለት ነው። እና ውጪ ላይ መጠቀም ብዙ ጠቀሜታዎች አሉት ማለት ነው። ሰዎችን ለማየት ወዴት እንደሄዱ የት እንዳሉ ሰዎችን ለመቆጣጠር ውጪ ላይ መሆን በጣም ያስፈልጋል ማለት ነው። ቤት ውስጥ ከተቀመጥን ግን ሰዎች ምን እያደረጉ እንደሆነ በአካባቢያችን ላይ ምን እየተከናወነ እንደሆነ። ለመናገር ራሱ አንችልም ምክንያቱም ሰዎችን ማየት ስለማንችል ማለት ነው። ቤት ውስጥ ተቀምጠን ምንም አይነት ነገር ማየት አንችልም ማለት ነው። እና ቤት ውስጥ መቀመጥ በጣም ደስ አይልም። ውጭ ላይ መቀመጥ ግን በጣም ደስ የሚል ነገር ነው። ስለሆነም ውጪ ላይ ብዙ ጊዜ እኔ ተቀምጬ ነው ማለት ነው የማሳልፈው። እናም ውጪ ላይ መቀመጥ በጣም ጥሩ ነገር በመሆኑ በውጪ ላይ ተቀምጬ ነው ማለት ነው። ብዙ ጊዜ የማሳልፈው እንግዲህ ሰው እንደ ምርጫው ሊለያይ ይችላል። በተለይ ወንዶች ደግሞ ውጭ ላይ ሰዓትን ማሳለፍ በጣም ያስደስታቸዋል። ሴቶች ግን ቤት ውስጥ ስለሚውሉ ስለለመዱት እዛ ቤት ውስጥ

ሰላም ሰላም ጤና ይስጥልኝ እንግዲህ እጄ ካደረግኩኝ እያመሰከንኩ ይሄን ጥያቄ ለመመለስ ወደ እናንተ መጥቻለሁ ማለት ነው። ጥያቄውም እንግዲህ ውሃ ማምጣት ታውቃለህ የሚል ነው ማለት ነው። እንግዲህ ውሃ ማምጣት ሲባል ብዙ አይነት ነገር አለ። እንግዲህ ውሃ ማምጣት ማለት ከወንዝ ሊሆን ይችላል። እንዲሁም ደግሞ እዛው አቅራቢያችን የቦኑ ውሃ የሚኖር ከሆነ በተለያየ መሳሪያ በመጠቀም ውሃ ልናመጣ ወይም ደግሞ ልንቀዳ እንችላለን ማለት ነው። እና ውሃ ማምጣት አውቃለሁ ማለት ነው። ምክንያቱም እኔ ተወልጄ ያደኩበት አካባቢ ውሃን እንጠቀም የነበረው ከወንዝ አካባቢ ነው ማለት ነው። ምክንያቱም ገጸራማው አካባቢ ላይ እንግዲህ ውሃን ከወንዝ በማምጣት ወይም ደግሞ ከወንዝ ላይ እንግዲህ ከወራጅ ውሃ ሊሆን ይችላል ወይም ደግሞ ከምንጭ ላይ በመቅዳት ውሃን እንጠቀማለን ማለት ነው። እና እኔም እንግዲህ ውሃን ከምንጭና ከወንዝ እየወሰድኩ እጠቀማለሁ ማለት ነው። እንግዲህ ውሃን ከምንጭ የምንወስደው ወንዝ አለ ወራጅ ወንዝ ትልቅ ወንዝ አለ ማለት ነው ሁለት ወንዞች አሉ። ስዋ አና ምናሴ የሚባሉ ወንዞች አሉ ማለት ነው። እና በነዛ ወንዞች ላይ እንግዲህ ከነዛ የማናመጣበት ምክነያት እነዛ ወንዞቹ ክረምት አካባቢ ላይ ስለሚደፈርሱ። ከምንጭ ቆፍረን ውሃ እንወስዳለን ማለት ነው። በዚህን ጊዜ እንግዲህ ውሃው ምናልባት ወንዙ ሩቅ ከሆነ ተሸክመን በጀሪካን ልንወስድ እንችላለን ወይም ደግሞ በአህያ ጭነን ልንወስድም እንችላለን ማለት ነው። እንግዲህ አህያውን የምንጭነው በሁለት አይነት መንገድ ሊሆን ይችላል በመዳበሪያ ኮስኩሾ ባለው መዳበሪያ ውሃውን ባስገብተን በማሰር አህያ ወልጭነን ልንወስድ እንችላለን እንዲሁም ደግሞ በጀሪካን በማድረግ ውሃውን ይዘን ልንሄድ እንችላለን ማለት ነው። እናም እኛ አካባቢ እንግዲህ በዚህ መልኩ ውሃ እንቀዳለን ማለት ነው። ሌላኛው ደግሞ እዛው አካባቢ ያለን እዛው ጥግ ላይ ያለን ውሃ ልንቀዳ እንችላለን ማለትም ቦኖ ላይ ያለን ውሃ እንግዲህ ያንን ተቀብለን ወደ ቤት ውስጥ ልናስገባ እንችላለን ማለት ነው። እንግዲህ ውሃ የተለያዩ ምንጮች አሏት ማለት ነው የውሃ መገኛ ቦታዎች ከወንዝ ላይ ስናመጣ ከብዙ መንገድ ውሃ ልናገኝ እንችላለን ማለት ነው። የመጀመሪያው እንግዲህ ውሃን የምናገኘው ዳይሬክት ከሚሆን ከሚፈስ ወንዝ ላይ ወይም ደግሞ ከምንጭ ነው ብለናል። እንዲሁም ደግሞ ሀይቅ ተሃይቅ ላይ ራሱ ውሃ ልንወስድ እንችላለን ማለት ነው። እናም እንግዲህ በዚህ መንገድ ውሃን ማግኘት እንችላለን ማለት ነው። እንግዲህ እንደየአካባቢው ሊለያይ ይችላል ውሃ የሚገኝበት አካባቢ ቦታ ማለት ነው። አንዳንድ አካባቢዎች ላይ ውሃን ከወንዝ እየቀዱ ሲጠቀሙ አንዳንድ አካባቢው ደግሞ ጉድጓድን ይጠቀማሉ ማለት ነው። እና ውሃን እንግዲህ በእነዚህ መንገድ እንጠቀማለን ማለት ነው። እንግዲህ የእናንተን ባላውቅም ውሃ ለእንደዚህ አይነት ነገሮች ያገለግላሉ ማለት ነው። እናም ቤተሰብ እናንተ የምትጠቀሙትን ባላውቅም ውሃ እንደዚህ አይነት ነገሮች እየተጠቀምን ውሃንን እንወስዳለን ማለት ነው። እና ሁላችንም እንግዲህ እንደዚሁ ያ አይነት ነገር ልንጠቀም እንችላለን ማለት ነው። እና አንድ ጓደኛ አለኝ ማለት ነው። እና ይህንን ውሃ እንግዲህ ለመጠቀም የተለያየ ነገሮችን እንጠቀም እንጠቀማለን ማለት ነው። እናም እነዚህን ውሃውን ለመጠቀም የተለያየ ነገር እንከተላለን ማለት ነው። ውሃ ከምንጠቀምካቸው ነገሮች መካከል

እሺ ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እኔ እጅግ በጣም ሰላም ነኝ ከዚህ በመቀጠል የቀረበልኝን ጥያቄ መልስ ለመስጠት ወደዚህ መጥቼለሁ ማለት ነው። እንግዲህ ይሄም ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ የሚል ጥያቄ ነው ማለት ነው። አዎ ከስራ ባልደረቦቼ ጋራ ጥሩ የሆነ መልካም የሆነ ግንኙነት አለኝ ማለት ነው። ምክንያቱም ከስራ ባልደረቦች ጋር ጥሩ ወይም ደግሞ መልካም ግንኙነት የማይኖረን ከሆነ በስራችን ላይ ውጤታማ መሆን አንችልም ማለት ነው። እና ይህንን ውጤታማ ለመሆን እንግዲህ ከስራ ባልደረቦች ጋራ ግንኙነት ማድረግ በጣም ወሳኝ እና ጥሩ የሆነ ነገር ነው ማለት ነው። እና ሁላችሁም ከስራ ባልደረባችሁ ጋር መልካም ግንኙነት እንድታደርጉ እጋብዛችኋለሁ ማለት ነው። ምክንያቱም ከስራ ባልደረቦቻችን ጋር መልካም ግንኙነት የማናደርግ ከሆነ በስራችን ላይ እጅግ በጣም ከባድ የሆነ ስራን ለመስራት በጣም አዳጋች ስለሚያደርግብን ሁላችንም እንግዲህ ከስራ ባልደረጎቻችን ጋር መርካም እና ጥሩ የሆነ የግንኙነት ልናደርግ ይገባል ማለት ነው። ምክንያቱም ከስራ ባልደረቦቻችን ጋር ጥሩ የሆነ መልካም ግንኙነት የማናደርግ ከሆነ ስራችንን ሊበላሽብን ይችላል ማለት ነው። በተለያየ ምክንያት ስራችንን ሊበላሽ ይችላል አንደኛው እንግዲህ የሚበላሽበት ምክንያት በልኸኝነት በጣም የማንገባባ ከሆነ ሁላችንም በልህ እንግዲህ ስራችንን በስራት አንተገብርም ማለት ነው። እንዲሁም ደግሞ አንድለታችን እንግዲህ ታሞን ወይም ደግሞ ችግር ደርሶብን ከስራ ብንቀር የየስራ ባልደረቦቻችን የኛን ስራ ሸፍነው መስራት አይችሉም ማለት ነው። እንግዲህ ይህንን ማድረግ ካልተቻለ ደግሞ በጣም ከባድ ነው የሚሆነው ማለት ነው። እንግዲህ በስራ ግንኙነት ወይም ደግሞ ከስራ ባልደረቦች ጋር የተለያየ ችግር ወይም ደግሞ በተለያየ ምክንያት ልንጋጭ ወይም ደግሞ አላስፈላጊ ነገሮችን ሊከሰቱብን ይችላሉ በመካከላችን ማለት ነው። ቢሆንም ግን እነዚህን ችግሮችን በሰላማዊ መንገድ መፍታት ከሁላችንም ከእያንዳንዱ ሰራተኛ የሚጠበቅ ጉዳይ በመሆኑ ሁላችንም ይህንን ልናደርግ ይገባል ማለት ነው። እንግዲህ መልካም ግንኙነት ጥሩ የሆነ የስራ ከስራ ባልደረቦች ጋር የሚኖረን መልካም ግንኙነት በጣም አሪፍ እና የሚጠበቅ ከሁላችንም ከእያንዳንዳችን የሚጠበቅ ነገር ነው ማለት ነው። እና ሁላችሁም ከስራ ባልደረቦቻችሁ ጋር ጥሩ የሆነ መልካም የሆነ ግንኙነት ልታደርጉ ይገባል ማለት ነው። ይህ ካልሆነ እንግዲህ ለድርጅትም ሆነ ለግለሰቡ እንዲሁም ለአንድ ሀገር አይበጅም ማለት ነው። ምክንያቱም ለግለሰቡ አይበጀም ስንል ለምሳሌ እኔ ከጓደኞቼ ጋር መልካም ግንኙነት የማይኖረኝ ከሆነ ከስራ በልደራቦቼ ጋር መልካም ግንኙነት የማይሆነኝ የማይኖረኝ ከሆነ እንግዲህ በተለያየ ምክንያት ከስራ ብቀር የኔን ስራ እንግዲህ የሚሸሸፍነው የሚሰራልኝ አላገኝም ማለት ነው። እንዲሁም ደግሞ ሌሎችም በተመሳሳይ እንደዚህ ከስራ በሚቀሩበት ጊዜ መተዛዘንና መረዳዳት ከሌለ በጣም ከባድ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ ከሰ ጓደኞቼ ጋር የስራዎችን ለማከናወን መልካም ግንኙነት ከሌለን እኔ የማላውቀውን እነሱን ጠይቄ እነሱ የማያውቁትን ደግሞ እኔን ጠይቀው ስራን መስራት ሲገባ ነገር ግን መልካም ግንኙነነት ባለመኖሩ ምክንያት ማለት ነው። ይህንን ስራ ባላውቀውም በግምት ሰርቼ ስራ ላበላሽ እችላለሁ ማለት ነው። ይህ እንዳይሆን እንግዲህ መልካም የሆነ ግንኙነት በጣም ወሳኝ ነው ማለት ነው። እና ሁላችንም ይሄንን ነገር መልካም ግንኙነት እንዲኖር ከወዲሁ መስራት አለብን ማለት ነው። መልካም ግንኙነት ባይኖር እንኳን ያ ማለትም የሆነ ነገር ቢከሰት መጥፎ ነገር ቢከሰት እየተለያዩ የመፍጫ ዘዴዎችን በመጠቀም ያን የችግሮችን በቶሎ መፍታት ከሁላችንም የሚጠበቅ ነገር ነው ማለት ነው። እና መልካም ግንኙነት እንግዲህ ተተኪ የሌለው በጣም ወሳኝ የሆነ ለአንድ የስራ ባልደረባችን ወይም ደግሞ ጓደኛችን ጋር ምንም አይነት አማራጭ የሌለንና ጥሩ የሆነ መልካም ቅንኙነት ልናደርግ ይገባል ማለት ነው። እንግዲህ እኔ ለምሳሌ በምሰራበት ወይም ደግሞ የክፍል ጓደኞቼ ትምህርት አንድ ስራ ስለሆነ ማለት ነው እና እዛ ጋር በምሰራበት ጊዜ ከክፍል ጓደኞቼ ጋር ጥሩ የሆነ የስራ ግንኙነት ወይም ደግሞ መልካም የሆነ የስራ ግንኙነት አለኝ ማለት ነው። እንግዲህ ያንን መልካም በመሆኑ ጥሩ ውጤት እንዳስመዘግብ ረድቶኛል ማለት ነው ምክንያቱም አሳይመንት በምንሰጥበት ጊዜ ያንን አሳይመንት በመረዳዳት ነው ማለት ነው የምንሰራው። ነገር ግን ጥሩ የሆነ ግንኙነት ባይኖረን ደግሞ በልህ በዘፈቀደ ሰርተን የሁላችንም ውጤት እየተበላሸ ሊሆንብን ይችል ነበር ማለት ነው። ነገር ግን ጥሩ ግንኙነት ስላለን የሚከብደንን ነገር በጋራ በመሆን ቀለል አድርገን መስራት እንችላለን ማለት ነው። እናም እዚህ ጋር የምነግራችሁ ነገር ቢኖር እንግዲህ ከጓደኞቻችሁ ጋር ከስራ ባልደረባችሁ ጋር መልካም እና ጥሩ የሆነ የስራ ግንኙነት ወይም ደግሞ መልካም ግንኙነት

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ ጭንቀት ሲሰማህ ምን ታደርጋለህ ለሚለው ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ ጭንቀት ማለት በጣም መጥፎ የሆነና እኛን የሚያስጨንቅ የሚያሸብር መጥፎ የሆነ ነገር ነው ማለት ነውና ይሄን ጭንቀት ሲሰማን እንግዲህ ይህን ጭንቀት ለማስወገድ የተለያዩ ዘዴዎችን ልንጠቀም እንችላለን ማለት ነው። እንደየሰው ባህሪ የተለያየ ቢሆንም እኔ ግን ጭንቀት ሲሰማኝ የማደርገው መዝሙር ከፍቼ ያንን መዝሙር ማዳመጥ ነው ማለት ነው። እንዲሁም ደግሞ መዝሙር እያዳመጥኩ የማይሻለኝ ከሆነ የተለያዩ መጽሐፍ ቅዱስንም ከፍቼ መንፈሳዊ የሆኑ መጽሐፍ ቅዱስ ሰዎችን አነባለሁ ማለት ነው። ሌላም ደግሞ በተጨማሪ የተለያዩ ልቦለድና አዝናኝ የሆኑ መጽሐፍ ቅዱስ ማዝናኝ የሆኑ መጽሐፍትን አነባለሁ ማለት ነው። እነዚህን እያነበብኩ ከቆየሁ በኋላ ወደ ቤተክርስቲያን በመሄድ ጸሎት አደርጋለሁ ማለት ነው እንግዲህ። ጸሎት እያደረኩ የማይሻለኝ ከሆነም ደግሞ እንደዚሁ ቤተክርስቲያን በመቆየት ልጆቹ ሲዘምሩ ዘማሪያን አሉ ማለት ነው። እነዛ የሰንበት ተማሪዎችን ሲዘምሩ አብሬ ሄጄ ዝማሬ አደርጋለሁ ማለት ነው እና ይህንን እያደረኩ ጭንቀቴን ማስወገድ እችላለሁ ማለት ነው። ከዚህም በተጨማሪ እንግዲህ ደግሞ ጓደኞቼ ጋራ እሄዳለሁ ማለት ነው ብቻዬን ሆኜ ጭንቀት የሚሰማኝ ከሆነ ጓደኞቼ ጋር በመሄድ ያለውን ነገር አስረዳቸውና ከጭንቀቴ የማወጣበትን መንገድ እንዲያመቻቹልኝ አደርጋለሁ ማለት ነው። እና ጓደኞቼ ደግሞ የሚያደርጉት እንግዲህ የተለያየ እምነት ተከታይ ስለሆንን ማለት ነው እና እነሱ ደግሞ የሚያደርጉት እኔን ለማሳቅ ለማጫወት የተለያዩ ቀልዶችን እያመጡ ለማሳየት እና ለመጫወት ይሞክራሉ ማለት ነው። ያንንም አድርገው የማይሳካላቸው ከሆነ እንግዲህ ቀጥታ ወደ ኳስ ሜዳ ይዘውኝ ይሄዳሉ ማለት ነው። እናም እዛ ኳስ ሜዳ የተወሰነ ስፖርት ማማሟቂያ እንድንሰራ ያደርጉኛል ማለት ነው። ይህንን ማማሟቂያ ከሰራን በኋላ እንግዲህ የእግር ኳስ ጨዋታ በጣም እንደምወድ ስለሚያውቁ ማለት ነው። የእግር ኳስ ጨዋታ ያጫውቱኛል ማለት ነው። ይሄንን እየተጫወትን ከቆየን በኋላ ተመልሰን ደግሞ ዲኤስቲቪ ቤት ይዘውኝ ይገባሉ ማለት ነው እና ይሄንን ዲኤስቲቪ እያየን እንዝናናለን ማለት ነው። ይሄን እዚህ ዲኤስቲቪ እያየን ስንዝናና ከቆየን በኋላም እንግዲህ የተለያዩ ቦታዎች ደግሞ ይዘውኝ ይሄዳሉ ማለት ነው የተለያዩ መናፈሻዎች ላይ ወደ ወክም ሊሆን ይችላል ማለት ነው። ብቻ እኔን ፈታ ሊያደርጉ የሚችሉ ቦታዎች አሉ የተባሉ ቦታዎች ላይ ይወስዱኛል ማለት ነው። ምክንያቱም ጓደኞቼ ለኔ በጣም ይጨነቃሉ ማለት ነው እና ምክንያቱም ጓደኛ ማለት እንግዲህ በጣም ወሳኝ የሆነ ለኛ የሚያስብ ለኛ የቆመ ምርጥ የሆነ ጓደኛ ሲኖር ነው ግን እንደዚህ የሚያደርገው ማለት ነው። እና በርግጥ በፊት ላይ ሲጨነቅ ቤተሰቦቼ ነበር የተለያየ ቦታ የሚወስዱኝ ጭንቀት ሲሰማኝ ለቤተሰቦቼ አማክር ነበር ማለት ነው። እናም ቤተሰቦቼ እንግዲህ የተጨነኩበትን ምክንያት ምን እንደሆነ ይጠይቁኛል ማለት ነው። ምክንያቱን የማውቀው ከሆነ ከስር እስከ ለቤተሰቦቼ በዚህ ምክንያት ነው ብዬ ችግሩን ጉዳዩን ለቤተሰቦቼ አማክራለሁኝ ማለት ነው። እናም ቤተሰቦቼ እንግዲህ በተቻላቸው መጠን ችግሩን ለመፍታት ይሯሯጣሉ ማለት ነው። ችግሩም የሚፈታ ከሆነ ይፈቱታል የማይፈታና ከባድ አይነት ከሆነ ደግሞ በቃ እሱ ያለው እግዚአብሔር ያለው ነው የሚሆንና አትጨናነቅ እያሉ እፅናንኑኛል ማለት ነው። እናም እንደዛ ከተጨነኩ ቴሌቪዥን ከፍተው ፊልም እንዳይ ያደርጉኛል ማለት ነው። እንግዲህ በኢቪኤስ ዲራማ ላይ የተለያዩ መዝናኛዎችን ከፍተው እንድዝናና ይፈቅዱልኛል ማለት ነው። ያም ሆኖ የማይሳካ ከሆነ ደግሞ እንግዲህ ከስልክ ላይ ከተለያዩ መተግበሪያዎች ላይ ከቴሌግራም ሊሆን ይችላል ወይም ደግሞ ከቪድሜት እንዲሁም ከዩቲዩብ ላይ የተለያዩ ፊልሞችን እያወረዱ እንዳይ ያደርጉኛል ማለት ነው። በጣም የሚያጽናኑ ደስ የሚሉ ፊልሞችን የፍቅር ፊልሞች ሊሆን ይችላሉ። እንደውም ደግሞ መንፈሳዊ ፊልሞች መጨነቅን እንዴት ማስወገድ እንዳለብን የሚያትት ፊልምም እንዲሁ ይጋብዙኛል ማለት ነው። እና እንግዲህ ይሄንን ጭንቀትን የምናስወግድበት በጣም በርካታ የሆነ ነገሮች አሉ ማለት ነው። እንግዲህ ጭንቀት በሚሰማን ጊዜ ያንን ጭንቀት ደጋግመን ማሰብ የለብንም ከዛ ጭንቀት የምንወጣበትን መንገድ ማመቻቸት ለመርሳት መሞከር ይገባል ማለት ነው። እናም ጭንቀት በሚሰማን ጊዜ እንግዲህ የብቻህን አለመቀመጥ ስለ ችግሩ ደጋግሞ ማሰላሰል የማያስፈልግ መሆኑን መረዳት እና ስለሌላ ነገር ጥሩ ጥሩ ነገር በጭንቅላታችን እንዲመላለስ እና አሪፍ አሪፍ ነገር እንድናስብ ራሳችንን ማሳመን ይኖርብናል ማለት ነው። ምክንያቱም ጭንቀት በጣም መጥፎ የሆነ ነገር ነው። እንግዲህ ከጭንቀት ብዙ አይነት ችግሮች ሊከሰቱ ይችላሉ ማለት ነው። በተለያዩ ጭንቀቶችና ውጥረቶች እንግዲህ የሰው ልጅ ራሱን

እሺ ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ የቀርበልኝን ጥያቄ ልመልስላችው እወዳለሁ ማለት ነው ጥያቄውም ማታ ምን አይነት ድምጽ ትሰማለህ ይላል። እንግዲህ በማታ በርካታ ድምፆችን እንሰማለን ማለት ነው ምክንያቱም ማታ ላይ ድምጾች ከቀትር ይልቅ ጎልተው የሚሰሙበት ነው ማለት ነው። ይህም የሆነበት ምክንያት እንግዲህ አየሩ ቀዝቃዛ ስለሆነ የአየር ሞለኪውሎች የተጠጋጉ በመሆናቸው ማለት ነው። የአየር ቅጣጢቶች የተጠጋጉ በመሆናቸው ድምጽ በቀላሉ ሊተላለፍ ይችላል ማለት ነው። ቀስ ብለን ያወራነው እታች ድረስ ይሰማል ማለት ነው። እና በዚህ ሰዓት እንግዲህ በማታ ማለት ነው ብዙ ድምፆችን እሰማለሁ ማለት ነው። ከነዚህ ድምጾች መካከልም እንግዲህ ቤታችን ዲኤስ ቲቪው አካባቢ ያለ በመሆኑ የዴስቲቪውን ድምጽ ወይም ደግሞ የኳስ መጨወቻ ቴሌቪዥን የሚያሳዩ ቤቶች አሉ የነሱን ድምጽ እሰማለሁኝ ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ እንስሳቶች ሲጮጨሁ ሆኖ ወይም የምሰማው ማለት ነው። ምክንያቱም ገጠራማው አካባብ ክፍል በመኖሬ ከብቶች ከሜዳ ሲመጡ እንግዲህ እንዲሁም ደግሞ የበግ ግልገል ሊሆን ይችላል። የላም ጥጫዎች ሊሆኑ ይችላሉ እና እናቶቻቸው ሲመጡላቸው ሲጮሁ በደንብ አድርጎ ይሰማኛል ማለት ነው። እና ማታ ላይ በጣም ብዙ ድምጾች እሰማለሁኝ ማለት ነው። ይሄን የምሰማው እንግዲህ ማታ አስራ ሁለት ሰዓት አካባቢ ያለው ነው ማለት ነው። እየቆየው ሲሄድ ደግሞ። ሰው በየቤቱ ይገባል ማለት ነው እና በየቤቱ ገብቶ እንግዲህ የሰው ድምጽ ሲነጋገሩ ሰዎችን እሰማለሁ ማለት ነው። መንገድ ቤታችንም መንገድ ዳር በመሆኑ እንግዲህ ቤት ዘግተን በተቀመጥንበት ሰዓት ሰዎቹ በመንገድ ሲያልፉ እሰማለሁ ማለት ነው። እንግዲህ አንዳንድ ሰዎች የተለያየ ነገር እያወሩ ማለት ጥሩ ነገር እያወሩ ስሰማ አንዳንድ ሰዎች ደግሞ ሲጨቃጨቁ ሲጣሉ እንዲሁም ደግሞ ሲደባደቡ እሰማለሁ ማለት ነው። እና በዚህ ምክንያትም ጩኸት እና የመሳሰሉት ነገሮችን ማታ ማታ እሰማለሁ ማለት ነው። እና ማታ እንግዲህ ብዙ ድምፆችን በቀላሉ ከቀን ይልቅ እንሰማለን ማለት ነው። እና ማታ ድምጾች በደንብ አድርገው ይሰማሉ ማለት ነው። እና እናንተም እንግዲህ እንዳየ አካባቢያችሁ የተለያየ ደምፅ ልትሰሙ ትችላላችሁ ማለት ነው። እንግዲህ ከተማ አካባቢ ላይ ከሆነ ብዙ ጊዜ የምንሰማው የመኪና ድምጽ ነው ማለት ነው። እኛ አካባቢ ደግሞ የምንሰማው የመኪና ድምጽ ሳይሆን የእንስሳት ድምጽ ሲጮሁ ነው ማለት ነው። የምንሰማው ምክንያቱም እዚህ አካባቢ ላይ እንግዲህ ድምጾች የምንሰማበት ምክንያት ከብቶች በከፍተኛ ሁኔታ እርቢ ስለሚካሄድ እነዚህን እንሰማለን ማለት ነው። እንግዲህ ከዚህ በተጨማሪም የተለያዩ ድምፆቼን እንሰማለን። እንግዲህ እነዚህ ድምፆችም እንግዲህ ወፎች ሲንጫጩ እንሰማለን ማለት ነው። ወፎቹ ወደ ቤታቸው ሲሄዱ ወይም ደግሞ ወደ ማደርያ ቦታቸው ሲሄዱ እየጮሁ ሲሄዱ እሰማለሁኝ። በተለይ ደግሞ እኛ አካባቢ ከፍተኛ የሆነ ዛፍ አለ እና እዛ ዛፉ ላይ የአሞራ ጩኸት ይሰማኛል ማለት ነው። አሞራዎቹ በጣም አድርገው ይጮሃሉ ማለት ነው። ስሰባሰቡ ሲጮሁ የአሞራ ጩኸት በጣም ይሰማል ማለት ነው። እና እንደየአካባቢው እንግዲህ የተለያየ ድምጽ እንሰማለን ማለት ነው። ነገር ግን ከቀሩና ከማተው ድምጽ ሲነፃፃር ማታ ላይ ድምጽ በጣም ይሰማል ማለት ነው። እና ድምጽ በቀላሉ ነው የምሰማው ማለት ነው። እና ሰው እንግዲህ እንደየራሱ እንደየአካባቢው የተለያየ ድምጽ ሊሰማ ይችላል ማለት ነው። እና እኔ የምሰማው ድምጽ እንግዲህ የእንስሳቶች ጮሀት እንግዲህ ብዙ አይነት እንስሳቶች በእኛ አካባቢ አሉ ማለት ነው። ለምሳሌ በሬ የበሬ ድምጽ ድምጽ እሰማለሁኝ እንዲሁም ደግሞ በጎቹ ሲጮሁ እሰማለሁ የፍየል ድምጽ የአያ ድምጽ የመሳሰሉት ይሰማል ማለት ነው። እንግዲህ ብዙ አይነት ድምጾች አሉ ማለት ነው። እና እነዚህን ድምፆችን በደንብ አድርጌ በግልጽ ሁኔታ ይሰሙኛል ማለት ነው። እንግዲህ ማታ ላይ የድምጽ እንደዚህ ነው የሚሰማው ማለት ነው። የእናንተን ባላውቅም እናንተ አካባቢ እንግዲህ የተለያየ ድምጽ ልትሰሙ ትችላላችሁ በተለይ ከተማ አካባቢ ከሆናችሁ የትራፊክ ፍሽካዎች ሲነፉ እንሰማለን ማለት ነው። መኪናዎቹም ደግሞ እንደዚሁ ሲያቋርጡ ይሰሙናል ማለት ነው። እና እንደየአካባቢው የተለያየ ድምጽ ልንሰማ አንችልም ማለት ነው። እና እኛ አካባቢ እንግዲህ የምንሰማው ድምጽ የእንስሳት ድምጽ አብዛኛ እንደሆነ ሰምተናል እንዲሁም ደግሞ የሰዎችም ድምጽ ማለት ነው። ሰዎች ሲጣሩ እንሰማለን ማለት ነው። እና ሰዎች እንግዲህ የሚጣሩት ሰዎች የጓደኛቸውን ቤተሰባቸውን ልጃቸውን ሊሆን ይችላል ማለት ነው። እና ሲጠሩ እንሰማለን በተለይም ደግሞ እኛ ጎረቤት ያለች አንድ ስትየው እናት አለች ማለት ነው። እና ይቺ እናት ልጇን ስትጠራ ሁሌ እሰማለሁ ምክንያቱም ልጇ እያመሸ ነው። የሚ

እሺ ሰላም ጤና ይስጥልኝ። ምን አይነት ስልክ ትጠቀማለህ? የሚለውን ለመመለስ እወዳለሁ ማለት ነው። እንግዲህ እኔ የምጠቀመው የስልክ አይነት እንግዲህ በፊት ላይ የጠጠር ስልክ ነበር የምጠቀመው ማለት ነው። የጠጠር ስልክም እንግዲህ ብዙ አይነት የጠጠር ስልኮችን ቀያይሬአለው ማለት ነው። በአሁኑ ሰዓት ግን እንግዲህ የ'ተች' ስልክ ይዣለሁ ማለት ነው። እንግዲህ ይሄን የተች ስልክ የያዝኩበት የራሱ የሆነ አላማ አለው ማለት ነው። እንጂ ወደ እኛ አካባቢ በብዛት የሚያዘው የጠጠር ስልክ ነው። ነገር ግን አሁን እኔ ተማሪ በመሆኔ ለጥናት ስለሚያስፈልገኝ ይህንን ስልክ በብዙ ብር ገዝቼ ተጠቅሜዋለሁ ማለት ነው። እና ሰዎች እንግዲህ የተለያየ ስልኮችን ሊይዙ ይችላሉ ማለት ነው። 'ተች' ስልክ ቢሆንም እንኳን ይሄ ስልክ የተለያየ አይነት ስልክ አለ ማለት ነው። በመጀመሪያ እዤው የነበረው ስልክ እንግዲህ ሳምሰንግ ስልክ ነበር ማለት ነው። እና ይህ ሳምሰንግ ስልክ በጣም የቆየ የድሮ አይነት ሞዴል ስለነበረ የድሮ አይነት ስልክ ስለነበረ ማለት ነው ተበላሽቶብኝ ጥዬው መጥቼ አሁን ደግሞ የያዝኩት የኢንፌኒክስ ስልክ ነው ማለት ነው። እና ይሄ ኢንፊኒክስ ስልክ ደግሞ ከሳምሰንጉ ጋር ሲነጻጸር ትንሽ 'ዳታው' ላይ በጣም ይዘገያል ማለት ነው። ቢሆንም ግን እያሰራኝ ያለ በሱ ነው። እንግዲህ ይህ ስልክ ሳፍሪኮም ከተደረገበት በጣም ፈጣን ይሆናል ማለት ነው። በኢትዮ ቲል ግን እጅግ በጣም ዳታው አስቸጋሪ ስለሚሆን አሁን ይሄንን ስልክ ለመቀየር እወዳለሁ ማለት ነው። እንግዲህ ይህን ስራ ሰርቼ ከተሳካልኝ የሳምሰንግ ስልክ ለመግዛት እቅዱ አለኝ ማለት ነው። እና ሁላችሁም ሳምሰንግ ስልክ እንደምትወዱ ተስፋ አደርጋለሁኝ ማለት ነው። ነገር ግን የዚህ ስልክ ደግሞ ጥሩነቱ እንግዲህ የኢንፊኒክስ ስልክ አርፍ ነው የሚባልበት ምክንያት ባትሪው በጣም አሪፍ ነው ማለት ነው። ይህንን ስራ እየሰራሁ ባለሁበት ሰዓት ለብዙ ሰዓት እጠቀምበታለሁ ባትሪውን አንድ ጊዜ ሞልቼ ማለት ነው። ነገር ግን ጓደኞቼ ሳምሰንግ፣ ቴክኖ እና ሌላ ሌላ ስልክ ያላቸው ባትሪያቸው ቶሎ እያለቀባቸው በጣም ይቸገራሉ ማለት ነው። የኔ ግን ለረጅም ሰዓት ይሄንን መጠቀም ችያለሁ ማለት ነው። እና ይሄንን መጠቀም ኢንፊኒክስ መጠቀም ጥቅምም ጉዳትም አለው ማለት ነው። ከጥቅሙ ግን ጉዳቱ ያመዝናል ብዬ ነው የምወስደው ማለት ነው። ምክንያቱም 'ዳታዎችን' የተለያዩ መተግበሪያዎችን ለማግኘት እና የተለያዩ መልእክቶችንም ከሰው ጋር ለመጻጻፍ በጣም 'ዳታው' የሚያስቸግር እና ደግሞ ሲነኩት የሆነ ትራክ እያለ የሚቆምበትም ሰዓት አለ ማለት ነው። እና ይህ የሚሆንበት ምክንያትም የኢንተርኔት ችግር እያያዛገው መሆኑ ይገባኛል ማለት ነው። እናም ሰዎች ሳምሰንግ ስልክ ብትይዙ በጣም አሪፍ ነው ብዬ እመክራለሁ ለ'ዳታ' ለባድሪው ግን ይሄን ኢንፊኒክስ ስልክ ተመራጭ ይሆናል ማለት ነው። ነገር ግን እኔ የምኖረው እንግዲህ ከተማ አካባቢ ስለሆነ አሁን ላይ ያለሁት ከተማ አካባቢ ስለሆነ ማለት ነው። ምንም አይነት ባትሪ ስለማይቸግረኝ ቶሎ ቶሎ ቻርጅ ስለማደርግ ባትሪውን ምንም ችግር የለብኝም ማለት ነው። ነገር ግን ወደ ገጠር አካባቢ የምትኖሩ ሰዎች ከሆናችሁ እና መብራት አጣራ ከሆነ መብራት የማይመጣ ወይም ደግሞ በአካባቢያችሁ መብራት ከሌለና ልክ ድሮ አደረገው እንደነበረው ወደ ከተማ እየሄዳችው መብራት የምታደርጉ ከሆነ ቶሎ ሄዳችሁ ለማድረግ ስለማይመች ማለት ነው ይህንን ኢንፊኒክስ ስልክ ብትጠቀሙ በጣም አሪፍ ይሆናል። ባትሪ እጅግ በጣም በጣም ነው ሶስት ቀን እስከ አራት ቀን ያክል ያገለግላል። የኢንፊኒክስ ስልክ ግን አንድ ቀን ወይም ደግሞ ለግማሽ ከሰአት ብቻ ማለትም ለግማሽ ቀን ለስድስት ሰዓት ብቻ ልትጠቀሙበት ትችላላችሁ ማለት ነው። እና ይሄን ሳምሰንግ ስልክ ተገዛችሁ እንግዲህ ስትጠቀሙ በቀን ሁለት ጊዜ ቻርጅ ልታደርጉ ትችላላችሁ ማለት ነው። እናም ገጠር አካባቢ እና መብራት የሌለበት አካባቢ የምትኖሩ ሰዎች ይሄንን ስልክ ተገዛችሁ እጅግ በጣም አስቸጋሪ ይሆንባችኋል። ምክንያቱም በቀን ሁለት ጊዜ ቻርጅ ለማድረግ ትቸገራላችሁ። እንግዲህ መብራት ላይኖር ስለሚችል በአካባቢያችሁ ሩቅ ቦታ ሄዳችሁ ይህንን ቻርጀር ለማድረግ በጣም ስለሚያስቸግር ለእናንተ ይሄ አይነት ስልክ አይመከርም ማለት ነው። ስለዚህ የኢንፊኒክስ ስልክ እንድትይዙ እመክራችኋለሁ እና እኔ እየተጠቀምኩበት ያለው እንግዲህ የኢንፌኒክስ ስልክ ነው ማለት ነው። እና ይሄ ኢንፌኒክስ ስልክ ግን በመያዜ ብዙ ነገር አሳጥቶኛል ማለት ነው። ለምሳሌ አሁን እየሰራሁ ያለሁት ስራን በጣም እንዲዘገይብኝ አድርጎኛል ማለት ነው። እናም በዚህ የተነሳ ብዙ ሰዓት እንዳልሰራ አድርጎኛል ጓደኞቼ እንግዲህ አብረን ጀምረን ቶሎ ቶሎ ስለሚልክላቸው ማለት ነው ብዙ ሰዓት ላይ ደርሰዋል። እና ይሄ አንዱ ያልሆነ ወይም ደግሞ መጥፎ የሆነ ጉዳቱ ነው ማለት ነው። ከዚህ በተጨማሪ እንግዲህ ከሌሎቹ ደግሞ በተለየ የራሴ የሆነ ጥቅም አለኝ ማለት ነው። እንግዲህ ያንን ስልክ ቻርጅ ሊያደርጉ ሲሄዱ እነሱ ቁጭ ብዬ እኔ ቻርጅ አንድ ጊዜ ከሞላሁት ለብዙ ስለሚያገለግል ቁጭ ብዬ በዙ ሪከርድ እየሰራሁ እጠብቃቸዋለሁ ማለት ነው። እናም ይሄ ጠቀሜተው ነው ማለት ነው። እና ስለዚህ እያንዳንዳችሁ እንግዲህ እንደየምርጫችሁ ስልክ ልትገዙ ትችላላችሁ ማለት ነው። ነገር ግን የአብዛኛው ሰው ምርጫ ኤ አስራ ስድስት ወይም ደግሞ ሳምሰንግ ኤ አስራ ስድስት የሚባል ሞዴል አለ እሱን ብትጠቀሙ ለሁላችሁም አሪፍ ስለሆነ እመክራለሁ ማለት ነው።

እሺ ሰላም ሰላም ሰላም ጤና ይስጥልኝ እኔ እጅግ በጣም ደህና ነኝ እናንተ እንዴት ናችሁ እያልኩ እንግዲህ ጥያቄዬን ለማቅረብ ወደዚህ መጥቻለሁ ማለት ነው ጥያቄውም እንግዲህ ቀትር ምን ትመገባለህ የሚለውን ነው ማለት ነው። በቀትር እንግዲህ እኔ አብዝቼ የምመግበው ምግብ በጣም ቀዝቀዝ ያለና ትኩስ ያልሆነ ነገር መመገብ በጣም ያስደስተኛል በተለይም ደግሞ ፍሪጅ ላይ ያለ ነገር መመገብ ያስደስተኛል ማለት ነው። እንግዲህ ፍሪጅ ውስጥ የማወጣው ምግብም ፍራፍሬ ቢሆን ይመረጣል ምክንያቱም ከዛ ከፍራፍሬ ውስጥ እንግዲህ በጣም ቀዝቀዝ የሚለው ፍሪጅ ውስጥ በማስገባት የተለያዩ ፍራፍሬዎች አሉ ማለት ነው። እንግዲህ በቀትር ውስጥ ብዙ ጊዜ እኔ የምመገበው ሀባብ የሚባለውን የተክል አይነት ወይም ደግሞ ፍራፍሬ መመገብ እጅግ በጣም ይጥመኛልና ያስደስተኛል ማለት ነው። እና እናንተ እንግዲህ የምትመገቡት እንደ የአካባቢያችሁ ሊለያይ ይችላል ማለት ነው። እና ይሄንን ሀባብ መመገብ አሁን ላይ ቀትር ላይ መመገብ የጀመርኩት ወደዚህ ወደ ትምህርት በመጣሁበት ሲዳማ ክልል በምኖርበት አካባቢ ይህንን እንድመገብ በጣም አድርጎኛል ማለት ነው ምክንያቱም ይሄን መመገብ እንግዲህ በጣም ሰውነትን ውስጥን የሚያርስ እና ደግሞ ይህንን ፀሀዩን ቀትሩን የሚያሽልልን ስለሆነ ይህንን በቀትር መብላት በጣም ያስደስተኛል እንዲሁም ደግሞ በፊት እዛው ሀገር ቤት በነበርኩበት ጊዜ በቀትር እመገበው የነበረው ቀዝቀዝ ያለ ነገር ነው ማለት ነው። እንግዲህ ምግብ ሲባል በመጀመሪያ ደረጃ ሁለት ነገር አለ ማለት ነው። ምግብ ማለት እንግዲህ ማንኛውም ሊበላ ወይም ሊጠጣ የሚችል ነገር ሁሉ እንዲሁም ደግሞ ለሰውነታችን ጥቅም የሚሰጥ ማለታችን ነው። እናም እንግዲህ ከሚበሉ ምግቦች መካከል እንጀራ በወጥ እበላለሁ ማለት ነው። እና ይህን እንጀራ በወጥ እንግዲህ በጣም ትኩስ ያልሆነ ፍሪጅ ውስጥ ምናምን የተቀመጠ ወጥ በተለይ ስጋ ወጥ ከሆነ በፍሪጅ ውስጥ አስቀምጬ ቀዝቀዝ ያለ ሲሆን ያንን መመገብ በጣም ያስደስተኛል ማለት ነው። በአጠቃላይ ፍሪጅ ውስጥ ያለ ነገር አውጥቼ ብጠቀም በጣም እወዳለሁ። እንግዲህ በቀጥር የምመገበው ምግብ ከመጠጥ ለምሳሌ መውሰድ ከፈለግን ቀዝቃዛ ቢራ መጠጣት በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ቀዝቃዛ ድራፍት ደግሞ ከሁሉም የበለጠ ምርጫዬ ነው ማለት ነው። እነዚህን ሁለቱን የማላገኝ ከሆነ ግን እንግዲህ ቀዝቃዛ ውሃን መመገብ ወይም ደግሞ መጠጣት እወዳለሁ ማለት ነው። እንግዲህ ሰው እንደየፍላጎቱ የተለያየ ምግብ እንዲሁም ደግሞ እንደየአካባቢው የተለያየ ምግብ ሊበላ ይችላል ማለት ነው። ቀትር ላይ እንግዲህ እኔ የምመገበው እንደዚህ አይነት ምግቦችን ነው። ሰው የራሱ የሆነ የሚመገበው የተለያየ አይነት ሊኖር ይችላል ማለት ነው። ስለዚህ ይሄንን ምግብ የተለያየ ስለሆነ ሁሉም ሰው ደግሞ እንደተለያየ ነገር ሊመገብ ይችላል ማለት ነው። እናም እንግዲህ ይሄ ነገር የተለያየ ምግብ በመሆኑ ሰው ይሄ ነው ብሎ ቋሚ ይሆንና ያደርግ ይችላል ማለት ነው የኔ ግን እንደዚህ አይነት ቀዝቀዝ ያሉ ምግቦችን መመገብ በጣም እወዳለሁ ማለት ነው። እንግዲህ ፍራፍሬ ካልኩት ከሃባብ በተጨማሪ ደግሞ ፓፓዬም እመገባለሁ። ይህን ፓፓዬም እንግዲህ እንትን ውስጥ በማድረግ ፍሪጅ ውስጥ በማድረግ በጣም ሲቀዘቅዝ ከፍሪጅ ውስጥ አውጥቼ ስበለው በጣም ደስ ይለኛል ምክንያቱም በቀትር ጊዜ በጣም ውስጣችንን ስለሚያሞቀው እንደዚህ አይነት ቀዝቀዝ ያለ ምምብ መመገብ በጣም ደስ ይላል ማለት ነው። እና ደስ የሚል በመሆኑ በቀትር እንደዚህ አይነት ምግቦችን ስመገብ በጣም ደስ ይለኛል ማለት ነው። በቀትር እንደዚህ አይነት ምግቦችን መመገብ እንግዲህ ለጤና እጅግ በጣም ጥሩ ነው ማለት ነው። እናም ሁላችሁም ይህንን ምግብ እንድትመገቡ ቀትር ላይ እጋብዛችኋለሁ ማለት ነው። እና ሁላችንም ይህንን ምግብ እንድትመገቡ ስለ እጋብዛችኋለሁ እንዲህ አይነት ምግቦች በጣም የሚጥሙና ደስ የሚሉ ናቸው ማለት ነው። እንዲህ አይነት ምግቦችን እንድትመገቡ እኔ እጋብዛችኋለሁ ምክንያቱም ቀትር ላይ ቀዝቀዝ ያለ ነገር መመገብ ለጤናችንም ጥሩ ስለሆነ ማለት ነው። እንግዲህ ቀትር ላይ በጣም ሙቀት በመሆኑ ሙቀታማ የሆነ ምግብ የምንመገብ ከሆነ እጅግ በጣም ከባድ ይሆንብናል ማለት ነው። እናም ይሄ እንዳይሆን እንግዲህ ቀትር ላይ ቀዝቅዝ ያለ ምግብ ብንመገብ በጣም አሪፍ ይሆናል ማለት ነው። ምግብ ተመግበንም እንደዚሁ ለማስወረጃ የምንጠቀማቸው የሚጠጡ ነገሮች ቀዝቃዛ ቢሆኑ ከፍሪጅ የወጡ ቢሆኑ ይመጣሉ ለምሳሌ የቀዘቀዘ የታሸገ ውሃ ከፍሪጅ ውስጥ አውጥተን ብንጠቀም በጣም አሪፍ ነው። እና ሁላችሁም እንደዚህ አይነት ነገሮችን ብትጠቀሙ ጥሩ ነው ብዬ እመክራችኋለሁ ማለት ነው። እንደዛ አይነት ነገሮች እንግዲህ ብዙ ጠቀሜታ እንዳላቸው ከእኔ መረዳት ትችላላችሁ ማለት ነው። እና ሁላችሁም የተለያየ ምርጫ ቢኖራችሁም ነገር ግን እንደዚህ አይነት ምግቦችን መመገብ በጣም አሪፍ እንደሆነና ለጤና ጥሩ እንደሆነ እንዲሁም ደግሞ ለእለቱ እንኳን ስሜት የሚሰጥ በመሆኑ ሁላችሁም እንደዚህ አይነት ምግብ ትመገባላችሁ ብዬ ተስፋ አደርጋለሁ። እስካሁን ካልተመገባችሁም አሁን እንድትመገቡ እጋብዛችኋለሁ ማለት ነው። እንደዚህ አይነት ምግቦች ጥሩ የሆነ ለሰውነታችን በጣም አሪፍ የሆነና ጠቃሚ የሆነ ነገር በመሆኑ ሁላችሁም እንደዚህ አይነት ነገር ከአሁኑ እንድትለምዱ በጣም እገብዛችኋለሁ። አንድ ጓደኛዬ አለኝ ማለት ነውና ይሄ ጓደኛዬ ቀትር ላይ እንግዲህ በጣም ቀዝቃዛ ውሃ ካልሆነ ከፍሪጅ የወጣ ካልሆነ በስተቀር ውሃን መጠጣት አይወድም ማለት ነው በፍሪጅ

እሺ ሰላም ጤና ይስጥልኝ እንግዲህ በስራ ላይ ምን ተግዳሮት አለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ በስራዬ ላይ ብዙ ተግዳሮቶች አሉ ማለት ነው። በ ከስራዎቼ ላይ ካሉ ተግዳሮቶች መካከል። እንግዲህ ተጓደኞቼ ጋር አለመግባባት ማለትም የምሰራው ስራዬን ተጓደኞቼ ጋር ነው ማለት ነው። እና ተጓደኞቼ ጋር አለመግባባት ይፈጠራል ማለት ነው እና ይህ አለመግባባት እንግዲህ ስራዬን በቀላሉ ለማቀላጠፍ እንዳልችል ያደርገኛል ማለት ነው። እና ይህ እንግዲህ ትልቅ ተግዳሮት ነው ማለት ነው። ሆኖም ግን ይሄን ተግዳሮት በተለያየ መንገድ በመወያየት ከጓደኞቼ ጋራ ተቀርቦ በመወያየት ይሄን ትግዳሮት መፍታት ቺያለው ማለት ነው። እና በስራ ላይ እንግዲህ የተለያዩ ተግዳሮቶች ሊከሰቱ ይችላሉ በተለይም ደግሞ መጀመሪያ ስራ በጀመርንበት ሰሞን እጅግ በጣም ተግዳሮቶች ገጥመውኝ ነበረ ማለት ነው። ምክንያቱም ስለ ስራዬ በደንብ የሆነ እውቅና ባለመኖሩ ምክንያት ኪሳራ ሁላ እየገጠመኝ ነበረ ማለት ነው። ነገር ግን ኋላ እየገባኝ ሲሄድ እያወቅኩት ሲሄድ ግን ስራውን በጣም እየለመድኩትና ተግዳሮት እየቀነስኩ እያሻሻልኩ መጥቻለሁ ማለት ነው። እና ሁላችሁም ሰው እንግዲህ ስራ ስትጀምሩ ለመጀመሪያ ጊዜ ተግዳሮቶች ሊበዙ ይችላሉ ማለት ነው። ነገር ግን እነዚህን ተግዳሮቶችን እንትን ማለት የለብንም ማለትም ተግዳሮቶቹን እንትን አሉ ብሎ መሰራር መቋረጥ የለብንም። ይልቅስ ደግሞ እነዚህን ተግዳሮቶች በመቋቋም እነዚህን ተግዳሮቶቹን ማሻሻልና ስራዎችን ማንሳት ነው ማለት ነው የሚሻለው። እናም ስራዎችን ማንሳት እንግዲህ ከምንም በላይ ጥሩ የሆነ ነገር እና በስራችን ብቻ ልንቀሳቀስ የሚንገባን ነገር በመሆኑ ሁላችሁም ይህንን ነገር እንድታደርጉ እላችኋለሁ ማለት ነው። እናም በስራዎቹ ላይ ያው የተለያዩ ተግዳሮቶች ቢከሰቱም ስራውን ማቋረጥ ወይም ደግሞ መቀየር ሳይሆን በስራው ላይ ፀንተን በመስራት እነዛን ተግራቶች ለመፍታት መሞከር ማለት ነው። ሌላው ተግዳሮት ደግሞ እንግዲህ እኔ የማቀርባቸው እቃዎችን ሰዎቹ አላወቋቸውም ስለ ጥራታቸው እንዲሁም ደግሞ ስለ ሁኔታቸው አይረዱም ነበር እና እነዚህን ስራዎችን የሚገዛኝ ሰው አጥቼ ነበር ማለት ነው። እናም እንግዲህ እነዚህን ስራዎችን የሚገዛ ሳጣ እጅግ በጣም ተግዳሮት ገጥሞኝ ነበር ማለት ነው። ምክንያቱም እቃዎችን ገዝቼ ለመሸጥ ነበርና እነዚህ እቃዎች የግድ መሸጥ ስለነበረባቸው ከሰው ጋርም ተዋወቅ ስላልነበረ እነዚህ ተግዳሮት ሊሆንብኝ ችለዋል ማለት ነው። ነገር ግን ቆይቼ እነዚህን ስራዎችን በመስራት እንግዲህ ይሄን ተግዳሮት ላስወግድ ችያለሁ ማለት ነው። እና ሁላችሁም የተለያየ ተግዳሮቶች ሲገጥማችሁ ጊዜን መጠበቅ እና መረጋጋት ሰዎችን መግባባት ዝግ ብሎ በሂደት ነገሮች እንደሚቀየሩ ተስፋ ማድረግ ይኖርብናል ማለት ነው። እንጂ ተግዳሮት ገጠመኝ ብሎ ስራን መቀየር ወይም ደግሞ ስራን ማቋረጥ ተገቢ አይደለም ማለት ነው። እያንዳንዱ ስራ የራሱ የሆነ ተግዳሮት ይኖረዋል ማለት ነው። ያው ተግዳሮቶቹ ይብዙ ይለያዩ እንጂ ማንኛውም ስራ ተግዳሮት ሊኖረው ይችላል ማለት ነው። በተለይ ደግሞ ስራ በጀመር አካባቢ ተግዳሮቶችን ሊገጥሙን ይችላሉ። እንግዲህ ለስራው አዲስ ከሆንን የተለያዩ ተግዳሮቶች ይገጥሙናል ነገር ግን ስራውን ከሌላ ጋራ እንግዲህ ተግዳሮት እንደገጥመን ከፈለግን ከጓደኛ ጋር በመጠጋት ስለ ስራው ሰፊ የሆነ ጥናት ማድረግ በስራው ላይ የተወሰነ ጊዜ መስራት በጣም ያስፈልጋል ማለት ነው። እና ይህ ተግዳሮት ለስራችን አደናቃፊ ይሆንብናል ማለት ነው። እንግዲህ እንዴት አደናቃፊ ይሆንብናል ካልን ከሰው ጋር እንዳንግባባ ያደርገናል ይህተግዳሮት ማለት ነው። እንዲሁም ደግሞ በድርጅታችን ወይም ደግሞ በስራችን ላይ ውጤታማ እንዳንሆን ያደርገናል ማለት ነው። ውጤታማ ካልሆነ ደግሞ በስራ ላይ ተግዳሮት ተገጠመን ማለት ነው። ያንን ስራ መቀጠል በጣም አስቸጋሪ ይሆንብናል ማለት ነው። እናም ያንን ስራ አስቸጋሪ ሲያደርግብን እንግዲህ የምንወስነው ቀጥታ ስራውን ወደ መዝጋት ነው ማለት ነው። ይህ እንዳይሆን እንግዲህ ተግዳሮቶቹን ለመፍታት በትጋት መሞከር ማለት ነው ተግዳሮቶቹን እንግዲህ የምንፈታበት ብዙ አይነት መንገዶችን ሊኖሩ ይችላሉ ማለት ነው። እዚህን ተግዳሮቶችን ከምንፈታባቸው ነገሮች እንግዲህ የመጀመሪያው ሰዎችን መጠየቅ ማለት ነው። በዛ ስራ ቦታ ላይ ይሰሩ የነበሩትን ሰዎች እንግዲህ መጠየቅና እንዴት መፍታት እንዳለብን ስለ ስሮውም ከፍተኛ የሆነ እውቅናን እንዲፈጥሩልን መጠየቅ ማለት ነው። ከዛ በተጨማሪ ደግሞ የተለያዩ መጽሐፍትን ማንበብ ማለት ነው። እንግዲህ የተለያዩ መጽሐፍትን ማንበብ ስለ ስራው የሚጋብዙ መጽሐፍን ስራውን የሚመለከቱ የተለያዩ መጽሐፍትን በማንበብ ስለዛ ስራ ጥልቅ የሆነ እውቀትን በማግኘት ያንን ተግዳሮት እንግዲህ ማስተካከል ወይም ደግሞ ማሻሻል ይቻላል ማለት ነው። እና ሁላችንም ይህንን ተግዳሮት ለማሻሻል ከሁላችንም የሚጠበቅ ነገር አለ ማለት ነው። እናም ይሄን ተግዳሮት ለማሻሻል ሁላችንም በርተሰን መስራት ይኖርብናል ማለት ነው። ተግዳሮት እንግዲህ በጣም መጥፎ የሆነ ነገር ነው። ነገር ግን ተግዳሮት ሲገጥመን ወዲያውኑ ስራውን መቀየር እንደሌለብን ሁላችንም ልናውቅ የሚገባ ጉዳይ በመሆኑ ሁላችሁም ልታውቁት ይገባል

ሰላም ሰላም ጤና ይስጥልኝ እንግዲህ ሩዝ ትወዳለህ የሚለውን ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ በመጀመሪያ ደረጃ ሩዝ ትወዳለህ ለሚለው ጥያቄ ምላሼ አዎ ነው ሩዝ እወዳለሁ። እንግዲህ ይህን ሩዝ በተለይ ደግሞ ጠዋት ጠዋት በመቀቀል ማለት ነው በተለያዩ ስኮች እና የተለያዩ ቅባትን በመጨመር በዳቦ ወይም ደግሞ በእንጀራ። እጠቀማለሁ ማለት ነው። እና ይህንን ነገርም እንግዲህ በተለያየ መንገድ እንደተለያየ እንደየአካባቢው እንደባህሉ ሁኔታ ልንጠቀመው እንችላለን ማለት ነው። እና ሩዝ ብዙ አይነት ጠቀሚታዎች አሉት እንግዲህ ይህ ሩዝ። ከወጥ እና ደግሞ እንደ በዳቦ ከመበላትም በተጨማሪ ከእንጀራ ጋር በመቀ መቀላቀል ለምግብነት ይውላል ማለት ነው። ለእንጀራ ለመቀ ወይም ደግሞ ተፈጭቶ ማለት ነው። ከዱቄት ጋር ከጤፍ ዱቄት ወይም ደግሞ ተበቆሎ ወይም ደግሞ ሌሎች ለለእንጀራ የሚውሉ እህሎች ጋር አብሮ ተፈጭቶ ለምግብነት ይውላል ማለት ነው። እንግዲህ ይሄ ሩዝ ከጤፍ በተወሰነ ዋጋው የሚቀንስ በመሆኑ በተለይ ከተማ መዋካቢ ላይ። በተለይም ደግሞ ወደ አዲስ አበባ እና ወደዛ አካባቢዎች ላይ በከፍተኛ ሁኔታ ሩዝን የመጠቀም ሁኔታ አለ ማለት ነው። ከአእንጀራው ጋር ተቀላቅሎ ይሄ ሩዝ። ከወፍጮ ተፈጭቶ ማለት ነው ለምግብነት ይውላል ማለት ነው። እና እኔ ደግ እኔ የምጠቀመው ተፈጭቶ ሳይሆን ቀጥታ እንደወጥ ወይም ደግሞ ተሰርቶ በስጎ ተከሽኖ አብሬ በዳቦ ጠዋት ላይ እበላለሁኝ ማለት ነው። በተለይ ደግሞ የዩኒቨርሲቲ ተማሪ በነበርኩበት ጊዜ ሁሌም ጠዋት ጠዋት የምበላው ሩዝ ነበር ማለት ነው። እና ይህ በመሆኑ እንግዲህ ሩዝ እንደወጥ ሆኛለሁ ማለት ነው። እና አሁን ላይ እንደውም ሩዝ ካልበላሁ ይደብረኛል ሩዝ ሱስ ሆኖብኛል ማለት ነው። ምክንያቱም በፊት ላይ ደጋግሜ እበላ ስለነበረ ዩኒቨርሲቲ ቆይታዬ ላይ እበላ ስለነበር ማለት ነው። ሩዝ እንደወድ አድርጎኛል ማለት ነው። ነገር ግን እዛ የሚዘጋጀው ሩዝ ሳይበስል ስለነበረ በፊት ያን ያክል የሚጣፍጥ አልነበረም ቅርጭም ቅርጭም እያለ። ይሄ ነው የሚባል እጥፍትና አልነበረውም። ነገር ግን አሁን ላይ እንግዲህ ይሄንን። ሩዝ በደንብ አድርጌ ቀቅዬ እቤቴ ማለት ነው ስበላው እጅግ በጣም የሚጣፍጥ በመሆኑ ደስተኛ ነኝ ማለት ነው። እና ሩዝ አብዛኛው ሰው ሩዝ ይወዳል ማለት ነው እና ሁላችሁም ሩዝ እንድትመገቡ በጣም አሪፍ በመሆኑ እጋብዛችኋለሁ ማለት ነው። እንግዲህ ሩዝ ማለት በጣም ብዙ ጠቀሜታዎች አሉት። አንዳንድ ጊዜ ሩዝ እንግዲህ ስልካችን ላይ እንኳን ውሃ ሲገባ ይህንን ስልክ ሩዝ ውስጥ ስናደርገው ውሃውን ይመጠዋል ተብሎ ይታቀዳል ማለት ነው። ምክንያቱም ሩዝ ውሃን የመምጠጥ ባህሪ አለው። እንግዲህ ሩዝ ስናዘጋጅ ለምግብነት ስናውል ማለት ነው። በመጀመሪያ ቀቅለን ስለሆነ እንደ በዳ እንደ ወጥ የምንጠቀመው ከሆነ ማለት ነው። ይህንን ሩዝ ስንቀቅል በጣም በትንሹ መጠን ስናደርግ ነገር ግን በውሃ እየቀቀልን ትንሽ ጠብ ጠብ እያደረግን ውሃ ስናደርገው ትንሺት ሩዝ በብረድስት ሙሉ እንደምትሞላ ነው ማለት ነው። እና ስለዚህም ሁላችሁም ይህንን ሩዝ እንድትጠቀሙ እጋብዛችኋለሁ ማለት ነው። እና ሁላችሁም ይህንን ሩዝ እንድትጋብዙ አደርጋ እላችኋለሁ ማለት ነው። እና ሁላችሁም ሩዝ ትጋብዙ ዘንድ እጠይቃችኋለሁ። ስለሆነም ሩዝ መጠቀም ለሁላችንም የሚጠቅም በመሆኑ ሁላችሁም ሩዝ ትጠቀሙ ዘንድ እጋብዛችኋለሁ ማለት ነው። እና ሩዝ መጠቀም ከሁላችንም በጣም አሪፍ ነው እላለሁማለት ነው። ምክንያቱም ሩዝም እንደሌሎቹ የምግብ አይነቶች የምግብ አይነቶች እንግዲህ እንደ ሩዝ አይነት ጠቀሜታ አለው ማለት ነው። እና ሁላችሁም ሩዝ እንድትጠቀሙ እያልኩ እየጋበዝኳችሁ ሩዝ የማታውቁ ከሆነ እንግዲህ ሩዝን ሄዳችሁ ከሱቅ በኪሎ ወይም ደግሞ በተለያየ የመለኪያ እቃ ልትገዙት ትችላላችሁ ማለት ነው። ሩዝ እንግዲህ በተለያየ ነገር ይሰጣል ማለት ነው። ይህ ሩዝ እንግዲህ በተለያየ ነገር ሊሰጥ ሊሸጥ ይችላል ማለት ነው። በኪሎም ሩዝ ይሸጣል እንዲሁም ደግሞ በተጨማሪ በተለያየ እቃ ወይም ተሰፍሮ ደግሞ እንደየአካባቢው የተለያየ ቢሆንም ይሄ ሩዝ ሊሸጥ ይችላል ማለት ነው። እና ሁላችሁም ሩዝ እንድትመገቡ እጋብዛችኋለሁ ማለት ነው። ምክንያቱም ሩዝ በጣም ረከስ ያለ በመሆኑ ማለት ነው። እና አንድ ጓደኛዬ እንግዲህ ሩዝ በጣም ይበላል በጣም ነው የሚወደው ማለት ነው። እና ካፌ ጠዋት ጠዋት ሩዝ በሚሆንበት ጊዜ የሁላችንንም ሩዝ እየቀማ ይበላብን ነበር ማለት ነው። እናም በዛ የተነሳ እኛ ጾማችንን እየዋልን ነበር ማለት ነው። እና እንግዲህ ሁላችሁም እንደዚህ አይነት ልጅ እንድትሆኑ እጋብዛችኋለሁ ሩዝ በጣም ጥንካሬንና በሽታን ለመከላከል የሚያስችል ምግብ ነው። እንግዲህ የጓደኛችን ትግል ምንም አይቻልም ማለት ነው። የኛን ሩዝ እየበላ እኛን እያነሳ ፈጭ ያርገናል ማለት ነው። ምክንያቱም ይሄ ሩዝ በከፍተኛ ሁኔታ ለሱ እንትን ስላለለት ማለት ነውና። ሩዝ መብላት በጣም እንትን ይላል ማለት ነውና። ሁላችሁም ሩዝ እንድት

ሰላም ሰላም ጤና ይስጥልኝ። እንግዲህ እድሉ ስለሰጠኝ በጣም አመሰግናለሁ። ጥያቄው እንግዲህ ምን ይላል በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ይላል አዎ እንግዲህ በአንድ ጊዜ ብዙ ስራዎችን አስተናግዳለሁ ማለት ነው። ነገር ግን በአንድ ጊዜ ብዙ ስራዎችን የማስተናግድ ቀለል ያሉ ስራዎች ከሆኑና አንዱን እየሰራሁ ሌላኛውን ማከናወን የምችል አይነት ስራዎች ሲሆኑ ነው እንጂ በጣም ከባድ የሆነና ለቅቄው መሄድ የማያስፈልግ አይነት ስራ ከሆነ ሁለት እና ከዛ በላይ የሆኑ ስራዎችን ለማስተናገድ በጣም አስቸጋሪ ስለሚሆን አንዱን ስራ ብቻ ዝም ብዬ አስተናግዳለሁ ማለት ነው እና ብዙ ስራዎችን ታስተናግዳለህ? ወይ ለሚለው እንግዲህ እንደ ስራው አይነት ይወሰናል ማለት ነው ቀለል ያለ ስራ ከሆነ ስራዎችን ሁለት ወይም ሶስት የሆኑ ስራዎችን በአንድ ጊዜ ማስተናገድ ይቻላል ማለት ነው እናም እንግዲህ ሰዎች በአንድ ምን ይላሉ መሰላችሁ በአንድ እግር ሁለት እግር ስላለህ ሁለት ዛፍ አይወጣም ይላሉ ይሄ ማለት በአንድ ጊዜ ሁለት ስራዎችን ማስተናገድ በጣም ከባድ ነው ብለው ስለሚያምኑ ማለት ነው። ነገር ግን የተለያዩ ስራዎችን በአንድ ጊዜ ሁለት ስራዎችን አስተናግዳለሁ ማለት ነው። ለምሳሌ ብንወስድ መጽሐፍ እያነበብኩ ወጥ እሰራለሁ ማለት ነው እንግዲህ ወጥ እየሰራሁ መጽሐፉንም እያነበብኩ ሁለቱንም በአንድ ጊዜ ማከናወን እችላለሁ ማለት ነው። እንደዚህ አይነት እና መሰል ስራዎችን በአንድ ሊሄዱልን የሚችሉ ከሆነ ሁለት ስራዎችን ለማስተናገድ እችላለሁ ማለት ነው። እንግዲህ እነዚህን ስራዎችን ከዚህም በተጨማሪ ሶስት ስራዎችንም ደርቤ ማከናወን እችላለሁ ማለት ነው። እንግዲህ ከእነዚ ስራዎቹ መካከል ለምሳሌ ወጥ እየሰራሁኝ፣ ቡና እያፈላሁ፣ መጽሐፍም እያነበብኩ ሶስቱንም አንድ ጊዜ መስራት እችላለሁ ማለት ነው እና ጠቅለል ሲል እንግዲህ ስራዎች እንደ ስራው ሁኔታ ይለያያል። ከባድ ስራ ከሆነ ግን ሁለት አንድ ስራ እየሰራው ሁለት አንድ ስራ እየሰራው ሌላ ስራ መስራት አልችልም። ለምሳሌ ብንወስድ እየጻፍኩ ከሆነ እየጻፍኩ እንግዲህ ሁለት ስራዎችን መስራት አልችልም ማለት ነው ምክንያቱም ስጽፍ እጄን ተጠቅሜ እየጻፍኩ አይኔንም ደግሞ መለየት የለብኝም ማለት ነው ምክንያቱም ይሄንን ስራ ለመከናወን እኔ ቀጥታ በደንብ ትኩረቴን ወደዛ ማድረግ ስላለብኝ ማለት ነው። ትኩረቴን ወደተለያየ ቦታ ከወሰድኩ ስራውን መስራት እና ማበላሸት ስለሆነ የሚሆንብኝ ስለዚህ አቴንሽኔን ወደ አንድ ቦታ ትኩረቴን ወደ አንድ ቦታ በማድረግ እንዲህ አይነት ስራዎችን ልሰራ ይገባል ማለት ነው። እናም እንግዲህ አንዳንድ ሰዎች አንድ ስራ ቀለል ያለውን ስራ ሁለት ሶስት ስራ መስራት የሚችሉትን ቀላሉ ስራ ብቻ እየሰሩ በአንድ ጊዜ ሁለት ስራ አልሰራልህም የሚሉ ሰዎች አሉ ማለት ነው። ነገር ግን የምትችሉና መስራት የምትችሉ ማከናወን የምትችሉ ከሆነ ሁለቱም ከዛም በላይ የሆኑ ስራዎችን ብትሰሩ መልካም ነው ብዬ ነው የማስበው ማለት ነው ምክንያቱም ይህ ስራ ቀለል ያለ ስራ ከሆነ ሁለት እና ሶስት ስራዎችን ብትሰሩ ተጠቃሚ ስለምትሆኑ ነው ማለት ነው እናም እንግዲህ አሁን ይሄንን በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚለውን ጥያቄ ለመመለስ ማለት ነው የተለያዩ የስራው ሁኔታ እንደሚወስኑን ልነግራችሁ እወዳለሁ ማለት ነው እና ሁላችሁም ይሄንን ታደርጉ ዘንድ እጋብዛችኋለሁ እንግዲህ ይህንን ማድረግ ከምንም በላይ ጠቃሚ ስለሆነ ማለት ነው ምክንያቱም እንግዲህ የተለያየ ስራ ስንሰራ አንድ ጊዜ አንድ ስራ ብቻ ሰርተን ውጤታማ ላያደርገን ይችላል ማለት ነው እና እነዚህን ስራዎች ውጤታማ ስለሚያደርጉን የተለያዩ ስራዎችን በአንድ በመስራት ጥሩ ማስመዝገብ ጥሩ ስራን ማስመዝገብ እንችላለን ማለት ነው ለምሳሌ አንድ እህት አለችኝ እና እሷ እህቴ እንግዲህ ስራዎችን በአንድ ላይ የተለያዩ ስራዎችን በአንድ ላይ መስራት በጣም ያስደስታታል አንድ ስራ እንደውም ፈጽሞ መስራት አትወድም ምክንያቱም እሷ መስራት የሚያስደስታት ስራዎችን ብዙ ስራዎችን አንድ ጊዜ መስራት ከምንም በላይ ደስታዋ ስለሆነ እነዚህን ስራዎችን ደርባ ትሰራለች ማለት ነው ለምሳሌ ብንወስድ እንኳን እንግዲህ ይሄ ምንድነው የሚባለው የመረፍ ወይም ደግሞ የአልጋ ልብስ የሚሆን ወይም ደግሞ የገንዳ ልብስ የሚሆን የእጅ ስራ ማለቴ ነው ይሄንን እየሰራች ወጥ ትሰራለች ማለት ነው እንዲሁም ይሄንን አንዳንድ ጊዜም ደግሞ ጥጥ እየፈተለች ወጥ ትሰራለች ጥሬም ስትቀቅል ይሄንን ጥጥ እየፈተለች ነው ማለት ነው እና እሷ አንድ ስራ ብቻ መስራት አይመቻትም ብዙ ስራዎችን ደርባ መስራት ትወዳለች ማለት ነው እና እኔም በአንድ ጊዜ አንድ ስራ መስራት ጥሩ ነው ብዬ አላምንም ምክንያቱም ቀለል ያለ ስራ ከሆነ ብዙ ስራዎችን በጋራ ብንሰራ በጣም አሪፍ ስለሚሆን ነገር ግን የሚበላሹና ትኩረት የሚሹ አይነት ስራዎች ከሆኑ ግን አንዱ ስራ ላይ ብቻ ትኩረታችንን በማድረግ ያንን ስራ ብቻ እንድንሰራ ሁላችንም እነግራችኋለሁ ማለት ነው እና እንግዲህ እንደ ስራው ሁኔታ የተለያየ ምክንያት ሊኖረን ይችላል ማለት ነው እና እንደ ስራው ሁኔታ እንዲሁም ደግሞ እንደ ሰዎች ጥንካሬና ድክመት እንግዲህ እየተለያየ ሊሆን ይችላል እንግዲህ ደካማ ሰው ከሆነ ከአንድ ስራ በላይ ብቻ ለመስራት በጣም ከባድ ስለሚሆንበት አንድ ስራ ብቻ ይሰራል ማለት ነው እንግዲህ ይሄንን

እሺ ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ እንግዲህ የድምጽ መልእክት ትልካለህ ወይ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው? እንግዲህ አዎ የድምጽ መልእክት እልካለሁ። እንግዲህ የድምጽ መልእክት ማለት ድምፃችንን በሪከርድ ወይም ደግሞ በመቅዳት በተለያየ ነገር ቀድተን ሊሆን ይችላል በካሲቲ ልንቀዳ እንችላለን እንዲሁም በስልክ ልንቀዳ እንችላለን ማለት ነው እና ይህንን በመቅዳት እንግዲህ የድምጽ መልእክት መላክ ማለታችን ነው። አዎ የድምጽ መልእክት እንግዲህ እልካለሁ ይሄን የድምጽ መልእክት ለተለያየ አላማ ልጠቀምበት እችላለሁ እንዲሁም ደግሞ ለተለያዩ ሰዎች የድምጽ መልእክት እልካለሁ ማለት ነው። እንግዲህ ይህ የድምጽ መልእክት ለቤተሰቤም ሊሆን ይችላል ወይም ደግሞ ለፍቅረኛዬ ሊሆን ይችላል። እንዲሁም ደግሞ ለጓደኞቼ የድምጽ የድምጽ መልእክት ልልክ እችላለሁ ማለት ነው። ይህንን የድምጽ መልእክት እንግዲህ ከእነዚህም በተጨማሪ ለስራ ባልደረቦቼ ይህን የድምጽ መልእክት ልልክ እችላለሁ ማለት ነው። ይሄን የድምጽ መልእክት እንግዲህ የምልከው የተለያዩ መተግበሪያዎችን በመጠገም ነው ያለመተግበሪያወች መተግበሪያዎች ይህንን ድምጽ መላክ በጣም አስቸጋሪ ነው። ምክንያቱም መተግበሪያ ከሌለ የተለያዩ ነገሮች ስለሚያስፈልጉ ለመላክ በጣም አዳጋች ይሆናል ማለት ነው። እንግዲህ ይህን መተግበሪያ ይህንን ድምጽ ለመላክ በመጀመሪያ ደረጃ መተግበሪያውን ማውረድ ይኖርብናል ማለት ነው። ይህ መተግበሪያ የቴሌግራም መተግበሪያ ሊሆን ይችላል የኤሞ መተግበሪያ ሊሆን ይችላል ማለት ነው እኔ የምጠቀምባችሁ በነዚህ በሁለት መተግበሪያዎች ነው ማለት ነው። እንግዲህ በቴሌግራም ድምፄን በመቅዳት ወደተለያዩ ሰዎች እልካለሁ ማለት ነው። ለምሳሌ ወደ ክፍል ጓደኞቼ ይሄን ድምጽ በመቅዳት ማለት ነው። ድምጽ በመቅዳት በቴሌግራም ለጓደኞቼ የፈለኩትን አይነት ጥያቄ ላቀርብ እችላለሁ ማለት ነው። እንግዲህ ይህንንም ጥያቄ ለምሳሌ ያክል ክላስ አለን ወይ ብዬ ጠዋት ጠዋት ልጠይቅ እችላለሁ ማለት ነው። እናም ደግሞ ጓደኛዬ ይሄንኑ ተቀብሎ አለን ወይም የለንም ብሎ እሱም ተመልሶ በድምጽ ይልክልኛል ማለት ነው። እና በድምጽ መላክ በጣም ብዙ ጥቅሞች አሉት ማለት ነው። ምክንያቱም በድምጽ መላክ በጽሁፍ ከመላክ ይሻላል ምክንያቱም በጽሁፍ መላክ እንግዲህ ማንበብ የማይችሉ ሰዎች ከሆኑ የግድ በድምጽ መላክ ስለሚያስፈልግ ነው ማለት ነው። እና ወይ ስለዚህ ስለሚያስፈልግ ይህንን ለማድረግ ያስችለናል ማለት ነው። እናም ይህን ድምጽ ለመላክ የተለያዩ መተግበሪያዎች አስፈልጉናል ለምሳሌ የኢሞ መተግበሪያ አለ ማለት ነው። እና በኢሞ መተግበሪያ ይህንን ድምጽ እንልካለን ማለት ነው። ለምሳሌ ለጓደኛዬ ይህንን ድምጽ በኢሞ መተግበሪያ ልልክ እችላለሁ ማለት ነው። እና በኢሞ መተግበሪያ የምልከው እንግዲህ የተለያየ ነገር ሊሆን ይችላል ለምሳሌ ፍቅረኛየን ሰላምታ ለማድረግ ይህንን ድምጽ ልልክ እችላለሁ ማለት ነው። እንግዲህ የተለያየ ሰው የተለያየ ድምጽ ሊልክ ይችላል ማለት ነው። እናም በዚህን ጊዜ ሁላችንም እየተለያየ ድምጽ ስንልክ ሁላችሁም ይህንን ልትቀበሉን ትችላላችሁ ማለት ነው። ለምሳሌ ለጓደኛዬ ድምጽ ልልክለት እችላለሁ ይሄ ድምጽም ሰላምታ ሊሆን ይችላል ማለት ነው። እንዲሁም ደግሞ የተለያየ ጥያቄ ሊሆን ይችላል ማለት ነው። ለቤተሰብም ድምጽ በድምጽ ቀድቼ ልልክላችሁ እችላለሁ ማለት ነው። እና ይሄ ድምጽ መላክ በጣም አስፈላጊ ነገር በመሆኑ ሁላችንም ድምጽ ሪከርድ በማድረግ ወይም ደግሞ በመቅዳት ለተለያዩ ሰዎች ልንልክ እንችላለን ማለት ነው። ለምሳሌ እኔ በትናንት ለሁለት የድምጽ ቅጂ አድርጌ ለጓደኛዬ ልኬላት ነበር ማለት ነው። ምክንያቱም በጽሁፍ ከመላክ ይልቅ በሪከርድ መላክ ወይም ደግሞ በቅጅ መላክ በጣም ጥሩ ነው። ምክንያቱም በድምጽ በቀላሉ ይሰማል ማለት ነው። ነገር ግን በጽሁፍ ከሆነ የሚያነቡ ሰዎች ያልተማሩ ከሆኑ ያንን ለማንበብ ስለሚያስቸግራቸው በድምጽ መላክ በጽሁፍ ከመላክ የተሻለ ነው ማለት ነው። በድምጽ መላክ እንግዲህ ብዙ ጥቅሞች አሉት። እንዳልኩት አንድም ጊዜን አጭር ነው ማለት ነው። በተለይ ድምጽን ማስተላለፍ ይቻላል ማለት ነው። ነገር ግን ለመጻፍ ከፍለግን ብዙ ደቂቃዎችን ልንጠቀም እንችላለን ማለት ነው። ለምሳሌ አንድ ገጽ ለመጻፍ ብዙ ሰዓታትን ሊወስድ ይችላል ማለት ነው። ነገር ግን አንድ ገጽ የሚሞላ በጽሁፍ ቢጻፍ አንድ ገጽ የሚሞላውን በቃላችን ከተነጋገርን በሁለት ወይም ደግሞ በአንድ ደቂቃ ውስጥ ልንጨርሰው እንችላለን ማለት ነው። እናም እንግዲህ እኔ የምነግራችሁ ድምጽ መልእክትን በድምጽ መላክ በጣም ጥሩ የሆነ ነገር ነው። እና እኔም ብዙ ጊዜ ከጽሁፍ ይልቅ ነገሮችን በድምጽ ቀድቼ ብልክ በጣም ደስ ይለኛል ማለት ነው። እና አሁንም ጓደኛዬ እየደወለችልኝ ስለሆነ ድምጽ በጽሁፍ ከምልክላት ይልቅ በድምጽ ሪከርድ አድርጌ ወይም ደግሞ ቀድቼ ለሷ ብልክላት በጣም ደስ ይለኛል ሁላችሁም ይሄንን እንድታደርጉ እላችኋለሁ ማለት ነው። ምክንያቱም ያው በርግጥ ይሄንን ለመላክ ትንሽ ከፍ ያለ ዳታ ሊፈጅብን ይችላል። በጽሁፍ ያደረግነው ግን ቶሎ ለመላክ ቀላል ሊሆን ይችላል ማለት ነው። ግን ደግሞ በድምጽ መላክ በጣም አሪፍ ነው። ምክንያቱም በቀላሉ ያንን ነገር ለመረዳት

ሰላም ሰላም ጤና ይስጥልኝ እንግዲህ የቀርብልኝ ጥያቄ ለመመለስ ወደዚህ ቀርብያለሁ ማለት ነው። እንግዲህ የተጠየቁት ጥያቄም ሳህኖችን መታጠብ ትወዳለህ የሚል እንግዲህ ሳህኖችን ማጠብ ትወዳለህ ለማለት ነው ማለት ነው? እንግዲህ ሳኖችን ማጠብ ትወዳለህ የሚል ጥያቄ የተጠየቅሁ ምላሼ አዎ ሳኖችን ማጠብ እወዳለሁ ነው። ምክንያቱም ሳህኖችን ማጠብ እንግዲህ ንጽህናን መጠበቅ ማለት ነው። እንግዲህ ስለ ንጽህና ስናወራ የግልና የአካባቢ ንጽህና ብለን እንጠራለን ማለት ነው። እናም እንግዲህ ይሄ ማለት የምንበላበትን ነገር ማጽዳት በጣም ወሳኝ ነው ማለት ነው። ዝም ብለን የራሳችንን እጅና ፊት ታጥበን ብቻ ሳህኔውን ካላጸዳነው ለተለያዩ በሽታዎች ስለሚዳርገን ማለት ነው። ምክንያቱም ሳህኑ ካልታጠበ እንግዲህ የተለያየ ነገሮች ጀርሞችን በዛ ሊይዝ ስለሚችል ሳህኑ መታጠብ አለበት ማለት ነውና ሁሉም ሰው ሳህን አጥቦ ሊበላ ይችላል ማለት ነው። እንግዲህ ሳህን ካልታጠበ እጅግ በጣም ከባድ ነው። ነገር ግን በህፃንነቴ በነበርኩበት ሰዓት ዴንታ አልነበረኝም ዝም ብዬ ይታጠብም አይታጠብም እንዲሁ ባገኘሁት ሳህን እንጀራ እበላ ነበር ማለት ነው። ነገር ግን በአሁኑ ሰዓት ይህንን ጥቅም እና ጉዳት ስለተጎዳሁኝ ማለትም ስለተረዳሁኝ ሳህኖቼንው ሳላጥብ መብላት በጣም ያስጠላኛል ማለት ነው። እና በሳህኖችን ማጠብ በጣም አስፈላጊ ነገር ስለሆነ ሁሉም ሰው ሳህኖችን እንዲያጥብ እመክራለሁ ማለት ነው። ምክንያቱም ሳህኖችን ማጥብ ንጽህናን መጠበቅ ማለት ነው። እንግዲህ ንጽህናን ማለት ንጽህና ብዙ አይነት ጠቀሜታዎች አሉት ማለት ነው። ንጽህናን መጠበቅ እንግዲህ ጤናን ከመጠበቅ አምጻር ከፍተኛ የሆነ ቦታ የሚይዝ ነው ማለት ነው። ምክንያቱም ሰውን ጽንናውን ካልጠበቀ ለተለያዩ በሽታዎች ስለሚገለጽ ማለት ነው ከዚህም በተጨማሪ እንግዲህ ንጽህናን መጠበቅ ውበትን ለመጠበቅ ስለሚያስችል ማለት ነው። ሳህኖችን ሳናጥፍ የምንበላ ከሆነ መግቡ ራሱ ላይጣፍጠን ይችላል ማለት ነው። ምክንያቱም በሳህኖች ላይ የተለያዩ አላስፈላጊ የሆኑ መጥፎ ነገሮች ሊኖሩ ስለሚችሉ እንደዛ ነገሮች ከመግባታችን ጋር በመዋሃድ የምግቡን ሊመርዘውና ጣዕሙንም ደግሞ ሊቀይረው ይችላል ማለት ነው። እና ይህ እንዳይሆን እንግዲህ ሳህኖችን ልናጥብ ይገባል ማለት ነው። እንግዲህ ሳህኖችን ስናጥብ በሁለት መንገድ ልናጥብ እንችላለን እንግዲህ በመጀመሪያ ሳህኖችን የምናጥበው ማለት ነው። ከመብላታችን በፊት ሳህኖችን እናጥባለን ማለት ነው። አጥበን ምግብ እናደርግ መጀመሪያ እናጥብና ካደረግን በኋላ ምግብ እናደርግበታለን ከዛም ምግቡን ከበላን በኋላ እንግዲህ ያንን መሳህን ደግሞ በድጋሚ በልተን ስንጨርስ አጥበን ማስቀመጥ ይኖርብናል ማለት ነው። ምክንያቱም ይሄ የሆነበት ምክንያት በልተን ዝም ብለን ሳናጥብ አስቀመጥነው ምግቡ ሳህኑ ላይ ሊደርግ ስለሚችል ኋላ ለማጠበጣ አዳጋች ስለሚሆን ምግቡን ወደው እንደጨረስን ሳህኑን በርጥቡ ምግቡ ርጥብ እንደሆነ ማለት ነው። ብናጥብ ተመራጭ ያደርገዋል ማለት ነው። ነገር ግን ምግቡን ሳናጥብ ሳህኑን ዝም ብለን የምናስቀምጠው ከሆነ ሳህኑ ላይ መቅፈብ መድረቅ የተለያዩ ጀርሞችንም ሊጠራ ይችላል ማለት ነው። እናም እንግዲህ ምግብ ሳንህን ሳጥብ የምናስቀምጥ ከሆነ ሁለት አይነት ጉዳቶች ሊመጡ ይችላሉ። የመጀመሪያው ነገር የተለያዩ ነፍሳት እንግዲህ ምግቡን ስለሚሸታቸው ቀጥታ ሳህኑ ላይ ብሎ መምጣት እንቁላላቸውን ሊጥሉም ይችላሉ እንዲሁም ደግሞ መርዛቸውን እዛ ጋር ሊተፉ ይችሉና ሳህኑ ላይ የተለያየ መጥፎ ነገር ሊኖር ይችላል ከዛም በተጨማሪ እንግዲህ ደግሞ ሳህኑን ለማጠብ በጣም አዳጋች ስለሚያደርገው ሳህኑን ወደሆኑ ምግብ በልተን እንደጨረስን ልናስቀምጥ ይገባል ማለት ነው። እንግዲህ እኔ ሳህን የማጥበው በቤት ውስጥ እኔ ነኝ ማለት ነው ምክንያቱም ሴት ልጅ በቤት ውስጥ ስለሌለ ሳህኑን እንዳጥብ ቤተሰቦቼ ያስገድዱኛል ማለት ነው። እናም ደግሞ እኔ ቤተሰቦቼን ላለማስቀየም ሳህኑን አጥቷለሁ ማለት ነው። እንግዲህ በቀን አራት ወይም ደግሞ አምስት ሳህን የሚሆን ተምግብ በፊትና ተምግብ በኋላ ሳህኖችን አጥባለሁ ማለት ነው የሚሆንበት ምክንያት እንግዲህ በቤት ውስጥ አራት ወይ አራት ብቻ ስለሆንን ነው ማለት ነው። ነገር ግን አመት ባል ወይም ደግሞ የተለያዩ ክብረ ባል በሚሆኑበት ጊዜ አራት ወይም አስር ወይም አስራ አምስት የሚሆኑ ሳህኖችን ላጠብቅ እችላለሁ ማለት ነው ምክንያቱም እንግዳ በዛን ሳህን ስለሚመጣና ለእንግዳ ምግብ እንደዛ ሳህኖች ስለማቀር የግዴታ እነዛን ሳህኖች ማጥብ እና ምግብ ማቅረብ ስለሚኖርብኝ እንዲሁም ደግሞ ምግብ በልተው ሰዎቹ ከጨረሱ በኋላ ሳህኖችን አጥቤ ወደ ቦታቸው ማስቀመጥ ስለሚኖርብኝ እነዚህን ሳህኖች ላጥብ ይገባል ማለት ነው። እናም ሰዎች እንግዲህ ሳህን ማጥብ በጣም መልመድ ያለብን ጉዳይ ነው ማለት ነው። ዛን የማናጥብ ከሆነ ከለመደብን ሁሌም ሳናጥፍ ነው የምናስቀምጠውና ደግሞ በስንፍና እንዲሁ ዝም ብለን ልንበላ እንችላለን ማለት ነው። እና ሁላችንም ፀሀን ማጠብን ሁላችንም ብንለምደው በጣም ጥሩ ነገር ነው። እና ሁላችሁም ፀሀን ማጠብ ብትለማመዱና ዛን ማጠብን ብታደርጉ በጣም ጥሩ ነው። ብዬ እለምናችኋለሁ እነግራችኋለሁ እናም ብዛን እያጠባችሁ እንድታስቀምጡ ማስጠንቀቂያዬ ከወዲሁ ነው።

ሰላም ሰላም ጤና ይስጥልኝ እንግዲህ እሳት ማንደድ ትችላለህ የሚለውን ጥያቄ ምላሽ ለመስጠት እወዳለሁ እንግዲህ በተጠየኩ ዘንድ ምላሼ አዎ እሳት ማንደድ እችላለሁ ነው። ምክንያቱም እሳት ማንደድ ማለት እንግዲህ በተለይም ገጠራማው አካባቢ ላይ ስንኖር እሳት እያነደድን ነው የምናበስለው ምግብ ማለት ነው። ነገር ግን ከተማ አካባቢ ከሆነ ኤሌክትሪክ ወይም ደግሞ መብራት በመጠቀም ምግብ ልናበስል እንችላለን። ነገር ግን እኛ አካባቢ እሳት እያነደድን ምግብ የምናበስል በእሳት ስለሆነ እሳት ማንደድ ችዬበታለሁ ማለት ነው። እና እሳት ማንደድ እንግዲህ ሁሉም ሰው አብዛኛው ሰው ይችላል ማለት ነው። እሳት የምናነዳው እንግዲህ ለተለያየ አላማ ነው ማለት ነው። በመጀመሪያ ደረጃ እሳት የምናነደው ምግብ ለማብሰል ነው እንግዲህ አንዳንድ ምግቦች ሳይበስሉ በጥሬነታቸው ለምግብነት ስለማይውሉ እነዚህን ምግቦች ለማብሰል የግዴታ አሳት ማንደድ በጣም ወሳኝ ነገር ነው ማለት ነው። እሳት ለማንደድ እንግዲህ የሚያስፈልጉ ነገሮች አሉ ማለት ነው በመጀመሪያ ደረጃ እሳት ያስፈልጋል ማለት ነው። እሳት እንግዲህ እሳት የምንለው ክብሪትን በመጠቀም እንጨት ማገዶ ላይ እሳትን ልናነድ እንችላለን ማለት ነው። ይህን ለማድረግ እንግዲህ እንጨቱ የማይነድልን ከሆነ ጋዝ ወይም ደግሞ ናፍጣ ተጠቅመን እንጨቱ ላይ በማርከፍከፍ እሳት እንዲነድ በቀላሉ ክፍሪቱን እንዲያያይዘው ማድረግ ይቻላል ማለት ነው። እና ይሄ እሳት እንግዲህ ከምግብ በተጨማሪ ለተለያየ ነገር እንጠቀመዋለን። እንግዲህ እሳት ለመሞቀቅ ወይም ደግሞ ብርድ በሚሆንበት ሰዓት እንግዲህ ይህንን እሳት እንሞቃለን ማለት ነው። ከዚህም በተጨማሪ መብራት የሚጠፋና እንግዲህ መብራት ብርሃን የሚያስፈልግ ከሆነ ይህንን እሳት በማንደድ ቀጥታ ልናደርግ ልንጠቀመው እንችላለን ማለት ነው። እንግዲህ ሁሉም ሰው ለተለያየ አላማ እሳት ማንደድን ሊጠቀም ይችላል ማለት ነው። እንግዲህ እሳት ማንደድ ብዙ ጠቀሜታዎች አሉት ከዚህም በተለየ እንግዲህ የተለያዩ ቆሻሻዎችን እሳት ላይ በመጨመር አካባቢን ለማጽዳት እሳት ማንደድ በጣም ወሳኝ ስለሚሆን ይህንን እንግዲህ እሳት ቆሻሻን ለማዳድ እንጠቀምበታለን ማለት ነው። ከዚህም በተጨማሪ እንዲሁም ደግሞ የተለያዩ ብረታ ብረታቶችን ለማቅለጥ እሳት ማንደድን እንጠቀማለን ማለት ነው። እንግዲህ እሳት ብዙ አይነት ጠቀሜታዎች አሉት ማለት ነው። እንግዲህ ብረታ ብረቶችን ለማቅለጥ ስንል ለምሳሌ ብረት ቀጥቃጮች ይህንን ብረት ለመቀጥቀጥ በመጀመሪያ ደረጃ እሳቱን ያነዳሉ ማለት ነው። እሳቱ እንግዲህ ከብዙ አይነት ሊሆን ይችላል የከሰል እሳትም ሊሆን ይችላል። እንዲሁም ደግሞ ከማገዶ እንጨት ተሰብስቦ የሚደረግ እሳት ሊሆን ይችላል ማለት ነው። እና ይህንን እሳት እንግዲህ በመጠቀም ፍሙ ላይ ማጭዱን ለተወሰነ ደቂቃ ማጭዱን ወይም ደግሞ ማንኛውንም መቀጥቀጥ የፈለጉትን ማጥፋት የፈለጉትን ብረት ያስቀምጡበታል ማለት ነው። እናም ምጣድ ይህ ከቀለጠና በጣም ከሞቀ በኋላ አውጥተው ይቀጠቅጡታል ማለት ነው። ለዛም የሚያደርጉት በቀላሉ ለመቀጥቀጥና ወደ ፈለጉት ቅርጽ ወይም ደግሞ ወደ ፈለጉት ቅርጻ ቅርጽ መቀየር ስለሚያስችላቸው ነው ማለት ነው። ለመቀነስም ሆነ ለመጨመር እንግዲህ ብረቱን ማቅለጥ ስለሚያስፈልግ የተሰበረ ማጭድ ከሆነ ለምሳሌ ያንን ማቄድ ለመቀጠል የግዴታ እሳቱን በደንብ አንድደው ያንን ብረት ማቅለጥ ስለሚኖርባቸው እና ያንን በማያያዝ መቅጥቀጥ ወይም ደግሞ ማጨባበጥ ስለሚኖርባቸው እሳት ለእንደዚህ አይነት አላማዎች ይውላል ማለት ነው። እንግዲህ እኛ አካባቢ ላይ ስላሉ ማታ ማታ በብዛት እሳት ሲነድ አያለው ማለት ነው። እኔንም እየጠሩኝ ና እሳት አንድድልኝ ይሉኛል ማለት ነው ምክንያቱም እሳት የማንደድ ችሎታ አለኝ። ይህ የሆነበትም እንግዲህ አንዳንድ ሰዎች በተለይ ደግሞ ወንዶቹ እሳት ማንደድን በጣም ይቸገራሉ ማለት ነው። በተለይም ከሰል ከሆነ ያንን ለማያያዝ እሳቱን ለማንደድ በጣም ይቸገራሉ። እኔም አሁን የሃይስኩል ተማሪ ያለሁበት በነበረው ወቅት ማለት ነው። ያንን እሳት ለማያያዝ እኔን ጓደኛዬ እኔን ይጠራኝ ነበር ምክንያቱም እሳቱን ለማንደድ ይቸገር ስለነበረ ማለት ነው። እኔ ግን እሳት ማንደድ በጣም ነው የምችልበት እንግዲህ እሳት ማንደድ ከእኔ በተዘለለ በተለይ ደግሞ ሴቶቹ እሳት ማንደድ ላይ እጅግ በጣም ጎበዞች ናቸው ማለት ነው። ይህም የሆነበት ምክንያት በብዛት ምግብ የሚያበስሉ ሴቶች በመሆናቸው እንግዲህ ምግብ ለማብሰል የግዴታ እሳት ማንደድ ስላለባቸው ማለት ነው። ያለ ውድ በግዴታቸው እሳት ማንደድን መለማመድ ስለሚኖርባቸው እና በዚህም ወቅት እንዲሁ እሳት ማንደድ ችሎታቸው ስለሚጨምርና ስለሚዳብር ሴቶች ከወንዶች ይልቅ እሳት ማንደድ ላይ በጣም ጎበዝ ናቸው ማለት ነው። እሳቱም በቀላሉ ይቀጣጠልላቸዋል አንዳንድ ወንዶቹ ግን እሳቱ አልነድም ይላቸዋል እንደውም የነደደ እሳትም እነሱ ሲቀርቡት ይጠባፋብናል የሚሉ ወንዶች አሉ ማለት ነው። ነገር ግን በአሁኑ ሰዓት አብዛኛው ወንድ ምግቡን እያበሰለ ስለሚበላ በተለይ በከተማው አካባቢ ወንዶቹ እንግዲህ በከሰል

ሰላም ሰላም ጤና ይስጥልኝ እንግዲህ የቀን መቁጠሪያ ትጠቀማለህ የሚለውን ጥያቄ ለመመለስ ወደዚህ መጥቻለሁ ማለት ነው። እንግዲህ የቀን መቁጠሪያ አዎ እጠቀማለሁ ነው። ምላሼ ምክንያቱም እንደማንኛውም ሰው የተለያዩ ተግባራትን ለማከናወን ቀንን ማወቅ በጣም ወሳኝ ስለሆነ የቀን መቁጠሪያ መጠቀም ግዴታ ይሆናል ማለት ነው። ምክንያቱም የቀን መቁጠሪያ ካልተጠቀምን ቀኖችን ማወቅ ስለሚያስቸግረን ቀኖችን ብቻ ሳይሆን ወሮችን አመታትንም ለማወቅ የቀን መቁጠሪያ መጠቀም በጣም አስፈላጊ በመሆኑ እንግዲህ የቀን መቁጠሪያን እጠቀማለሁኝ ማለት ነው። እንግዲህ የተለያዩ የቀን መቁጠሪያ ስልቶች ይኖራሉ ማለት ነው። የቀን መቁጠሪያ እንግዲህ የመጀመሪያው ሰዓት ነው ማለት ነው ሰዓትን በመጠቀም ቀንን መቁጠር ይቻላል ማለት ነው። እንግዲህ ሰዓታት ሄደው በመጀመሪያ ሰከንዶች ሄደው ደቂቃ ይሆናሉ ደቂቃዎች ሄደው ሰዓታት ይሆናሉ ሰዓታት ሄደው ደግሞ ቀን ይሆናሉ ማለት ነው። እነዛ ቀኖችም ተሰባስበው ደግሞ ሳምንታት ይሆናሉ ሳምንታት ተሰባስበው ወር ወራት ተሰባስበው አመታት ይሆናሉ ማለት ነው። እና ብዙ አይነት የቀን መቁጠሪያዎች አሉ ማለት ነው። እንግዲህ እነዚህን የቀን መቁጠሪያዎች እጠቀማለው ማለት ነው። ምክንያቱም የቀን መቁጠያ መጠቀም ስራዬን በአግባቡ ለመስራት ስለሚያስችለኝ ማለት ነው። የቀን መቁጠሪያ ካልተጠቀምን መከናወን ያለበትን ተግባር ለማከናወን እጅግ በጣም አስቸጋሪ ይሆናል ማለት ነው። እንግዲህ ሁሉም ነገር ሲተገበርና ሲሰራ ቀንን መሰረት ባደረገ መልኩ ነው ማለት ነው። እና ይህንንም ለማገናወን እንግዲህ የቀን መቁጠሪያ መጠቀም እጅግ በጣም አስፈላጊና አስገዳጅ ሁኔታ በመሆኑ የቀን መቁጠሪያዎችን መጠቀም የግዴታችን ይሆናል ማለት ነው። እናም እንግዲህ ሁሉም ሰው የቀን መቁጠሪያ ሊጠቀም ይችላል ማለት ነው። ይጠቀማልም ግዴታ ምክንያቱም ሁሉም ሰው የራሱ የሆነ ሊሰራውና ሊያከነውነው ያሰበውና ወደፊትም ማድረግ ያለበት ነገር ስላለ ይህንን ነገር ለማከራውን ቀናትን ማወቅ ግዴታ ይሆናል ማለት ነው። እንግዲህ ይህንን ቀናት ለማወቅ ደግሞ የቀን መቁጠሪያ መጠቀም እጅግ በጣም አስፈላጊ ስለሆነ የቀን መቁጠሪያን ብዙ ሰዎች ይጠቀማሉ ማለት ነው። እንግዲህ ብዙ አይነት የቀን መቁጠሪያ ዘዴዎች አሉ ማለት ነው። እንግዲህ የአውሮፓን የቀን መቁጠሪያ አለ እንዲሁም ደግሞ የኢትዮጵያ የቀን መቁጠሪያ አለ ማለት ነው። እናም እኔ የምጠቀመው የኢትዮጵያን የቀን መቁጠሪያ ነው ማለት ነው። ምክንያቱም የምኖረው እዛው ተወልጄ ያደግኩት ኢትዮጵያ ውስጥ በመሆኑ የኢትዮጵያን የቀን መቁጠሪያ የግዴታ መጠቀም ስለሚኖርብኝ ይሄን እጠቀማለሁ ማለት ነው። ይሄንንም የቀን መቁጠሪያ በመጠቀም እንግዲህ በህይወቴ ውስጥ እጠቀማለሁ ማለት ነው። እንግዲህ የቀን መቁጠሪያውን በመጠቀም የፈተና ሰዓት ሲሆን ለምሳሌ ፈተና ለመዘጋጀት በደንብ ለማንበብ የቀን መቁጠሪያን መጠቀም ግዴታ ይኖርብኛል ማለት ነው። እንዲሁም ደግሞ ክረምት ላይ ለምሳሌ ወደ ቤት ለመሄድ እና የተለያዩ ስራዎችን ለመስራት የቀን መቁጠሪያ መጠቀም ግዴታ ይሆንብኛል ማለት ነው። እንዲሁም ደግሞ ክርስቲያን እንደመሆኔ መጠን ማለት ነው እንግዲህ የተለያዩ አጽዋማት አሉ ማለት ነው። ብዙ አይነት ጾሞች አሉ። እነዚህን ጾሞች ለመጾም የግዴታ የቀን መቁጠሪያን መጠቀም ያስፈልጋል ማለት ነው። የቀን መቁጠሪያን እንግዲህ በብዛት የምናገኛቸው በቤተክርስቲያን እኛ ኦርቶዶክሳውያን ላይ ብዙ አይነት የቅን መቁጠሪያዎች አሉ ማለት ነው። እነዛን መቁጠሪያዎች እንግዲህ ሰዎችን በመጠየቅ ቀንን ማወቅ እንችላለን ሰዎቹም እንግዲህ እነዛ ቄሳውስቶች የቀን መቁጠሪያ የራሳቸው የሆነ የቀን መቁጠሪያ አላቸው ማለት ነው። እና ያንን የቀን መቁጠሪያ በመጠቀም ቀናትን በደንብ ከእኛ በላይ ስለሚያውቁ ቀኖቼን እንደዚህ ናቸው በዚህን ጾም ይወጣል በዚህም ይገባል ብለው ይነግሩናል ማለት ነው። እንግዲህ የቀን መቁጠሪያንም መጠቀም እጅግ በጣም ጠቃሚ ነው ማለት ነው። የቀን መቁጠሪያ ካልተጠቀምን ግን በጣም አዳጋች ይሆንብናል ለመጾም ስራዎችን ተግባራትን በሰአቱና በጊዜው ለማከናወን የቀን መቁጠሪያ ካልተጠቅምን ስለሚያስቸግር ማለት ነው። ሁላችንም የቀን መቁጠሪያ መጠቀም ግዴታ ይሆናል ማለት ነው። እንግዲህ የምንጠቀማቸው የቀን መቁጠሪያ ይለያዩ እንጂ ሁሉም ሰው የቀን መቁጠሪያን ይጠቀማል ማለት ነው። እናም የቀን መቁጠሪያን መጠቀም እጅግ በጣም አስፈላጊ ስለሆነ ሁላችሁም የቀን መቁጠሪያ እንድትጠቀሙና ተግባራትን በጊዜውና በሰአቱ እንድታከናውኑ ስለሚያግዛችሁ ይህንን ብታደርጉ መልካም ነው። የቀን መቁጠሪያ እንግዲህ ከተለያዩ ቦታ ልትጠቀሙ ትችላላችሁ ማለት ነው። ለምሳሌ ስልካችሁ ላይ ያለን የቀን መቁጠሪያ ልትጠቀሙ ትችላላችሁ። እኔ አሁን ለምሳሌ ስልኬ ላይ መስከረም የቀን መቁጠሪያ የሚል አለ ማለት ነው። ይህ ወቅት እንግዲህ ይሄ የቀን መቁጠሪያ ከመስከረም እስከ ጥር ማለትም እስከ ነሀሴ ድረስ ያለውን ቀን እና ወራት ሰኞ ማክሰኞ ብሎ እንዲሁም ደግሞ የተለያዩ እለቶችንና ቀናትን እዛው ላይ አብሮ አስቀምጧል ማለት ነው። እናም ይሄንን በመጠቀም ቀናትን በቀላሉ ማወቅ እችላለሁ ማለት ነው። እና የቀን መቁጠሪያን ካልተጠቀምን ቀን ልንረሳ ስለምንችል

እሺ ሰላም ጤና ይስጥልኝ እንግዲህ ዝናብ ሲዘንብ ምን ታደርጋለህ? ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ ዝናብ ሲጥጠዘብ ብዙ አይነትን ተግባራት አከናውናለሁ ማለት ነው። እንግዲህ ዝናብ ሲዘንብ ዝናብ እየጣለ ወዲያውኑ የዝናብ ውሃ በተለያየ የውሃ መቅጃ የተለያዩ መሳሪያዎችን በመጠቀም ውሃ ልቀዳ እችላለሁ ማለት ነው። እንግዲህ በቧንቧ ላይ የተለያዩ ውሃዎችን ማለትም ውሃው የዝናብ ውሃውን በአንድ ላይ በማሰባሰብ በአንድ ቦታ እንዲፈስ በማድረግ ይህንን የዝናብ ውሃ ልገድብ እችላለሁ ማለት ነው። እንግዲህ የዝናብ ውሃ ተጠራቅሞ ለብዙ አላማ ስለሚውል ይሄንን የዝናብ ውሃ ገድቤ ለተለያየ አላማ እጠቀመዋለሁ ማለት ነው። ምክንያቱም ውሃ አጣራ በሚሆንበት ጊዜ ይህንን የዝናብ ውሃ በመገደብ ማለት ነው ለንሳት መጠጥነት ለልብስ ማጠቢያ እንዲሁ ደግሞ የተለያዩ እጽዋቶችን ለማብቀያና ለማጠጣት እንዲያድጉ ለማድረግ ይህንን የዝናብ ውሃ የግድ እሰ እደገድባለሁ ባለው ማለት ነው። ከዚህም በተጨማሪ እንግዲህ ዝናብ ሲዘንብ የማደርገው ነገር ውጪ ላይ የተለያዩ እቃዎች ካሉ ማለት ነው በተለይም ደግሞ ሊበላሹ የሚችሉ እቃዎች ካሉ እነዛን እቃዎች በፍጥነት በማንሳት ወደ ቤት አስገባለሁ ማለት ነው። እንግዲህ ዝናብ በሚጥልበት ጊዜም ልብስ ላጥብ እችላለሁ ማለት ነው። በዛ በዝናብ ውሃ ወደው እየተረከሙ ከመጠለያ ላይ በመሆን ዝናብ የማይመጣብኝ አካባቢ ላይ በመሆን ያን አካባቢ እንግዲህ በደንብ አድርጌ ልብሴን አጥባለሁ ማለት ነው። እንግዲህ ዝናብ በሚጥልበት ጊዜ ሰዎቹ እ የተለያየ ተግባራትን ሊያከናውኑ ይችላሉ ማለት ነው። እንዳሉበት ሁኔታ ማለት ነው። ለምሳሌ ዝናብ ሜዳ ላይ ሁነን ዝናብ የሚጥል ከሆነ እየሮጥኩ ወደ ቤቴ እገባለሁ። ምክንያቱም ዝናቡ ሲደበድበኝ ብርድ ስለሚመታኝና ስለሚቀዘቅዘኝ ከዛ ብርድና ዝርዝር ለመዳን ወደ ቤት እየሮጥኩ የግዴታ መግባት ይኖርብኛል ማለት ነው። ዝናብ ሲጥል እንግዲህ የተለያየ ነገር ላደርግ እችላለሁ ለምሳሌ የሚበላሹ ነገሮች ካሉ መግባት የማይችሉ ከሆነ ማለት ነው። የተለያየ ዝናቡን ሊከልል የሚችል ነገር እነዛን ነገሮችን ማልበስ ላለብስ እችላለሁ ማለት ነው። ከዚህም በተጨማሪ እኔ ደግሞ ዝናብ ሲጥል መተኛት በጣም ነው ደስ የሚለኝ ማለት ነው። ተኝቶ ዝናቡን ማዳመጥ በጣም ያስደስተኛል ማለት ነው። በተለይ ማታ ከሆነ ተኝቼ ዝናቡን እያዳመጥኩ እንቅልፍ ስለሚወስደኝ ዝናብ ሲጥል መተኛት በጣም ያስደስተኛል ማለት ነው። ከዚህም በተጨማሪ እንግዲህ ሰዎቹ ዝናብ በሚጥል ጊዜ የራሳቸውን ተግባራት ሊያከናውኑ ይችላሉ ማለት ነው። እንግዲህ የኔ አንድ ጓደኛ አለኝ። እና እሱ ጓደኛዬ ዝናብ ሲጥል ራቁቱን ሆኖ መሮጥ በጣም ደስ ይለዋል። የዝናብ ውሃ ላይ መታጠብ በጣም ስለሚያስደስተው ውጭ ላይ እንግዲህ ቁምጣና ቦዲ በመልበስ ዝናቡ ላይ ቁጭ ይላል ማለት ነው። እናም ቁጭ ብሎ በዝናብ ውሃ መታጠብ ከምንም በላይ ስለሚያስደስተው በዛ ዝናብ ውሃ ገለውን ይታጠባል ማለት ነው። እኔ ግን ብዙ ጊዜ እንደዚህ አይነት ነገር አላደርግም። ይልቅስ ደግሞ ዝናብ የሚጥል ከሆነ ለምሳሌ ፀጉሬን ብቻ ልታጠብ እችላለሁ ማለት ነው። እናም ሰዎች የራሳቸው የሆነ የራሳቸውን የሚወዱትን ነገር ዝናብ በሚጥልበት ጊዜ ሊያደርጉ ይችላሉ ማለት ነው። እንግዲህ ሰዎች እንደየፍላጎታቸው በዝናብ ውሃ ብዙ ተግባራትን ሊያደርጉ ይችላሉ ማለት ነው። እና ዝናብ በሚጥልበት ጊዜ እንዲሁም ደግሞ ማንበብ በጣም እወዳለሁ ማለት ነው። ዝናብ በሚጥልበት ጊዜ እንግዲህ ማንበብ የምወድበት ምክንያት የተለያዩ ጫጫታዎች ከውጪ ቢኖሩ ስለማልሰማ ማለት ነው። ቆርቆሮ ቤት ነው የምኖረው እና ከዛ ቆርቆሮ ቤት ሆኜ የዝናቡ ሿሿታ ወይም ደግሞ የዝናቡ ስለሚዘንብ ምንም አይነት ጥሪ ከውስጥ ብጠራ ወይም ደግሞ አላስፈላጊ የሆኑ ጫጫታዎች እና እኔ የኔን ስሜት ሊስቡ የሚችሉ ነገሮች ውጪ ላይ ቢከናወኑም መስማት ስለማልችል በዛ ጊዜ እንግዲህ ትኩረት ሰጥቼ እንዳነብ ያግዘኛል ማለት ነው። እና ያም ስለሆነ እንግዲህ ዝናብ በሚጥልበት ጊዜ እኔ ማከናወን የምፈልጋቸው ነገሮች አንደኛ መተኛት ነው። ሁለተኛ ደግሞ መጽሐፍ ማንበብ በጣም ያስደስተኛል ማለት ነው። የሆነ የራሳቸውን የሚወዱትን ነገር ዝናብ በሚጥልበት ጊዜ ሊያደርጉ ይችላሉ ማለት ነው። የተለያዩ መግባት ያለባቸው እቃዎች የሚኖሩ ከሆነ ደግሞ እነዛን እቃዎች አንስቼ ወደ ቤት ውስጥ አስገባለሁ ማለት ነው። እቃ የማይኖሩና ደግሞ ስራ የማይኖረኝ ከሆነ ተኝቼ በዝናቡ እያዳመጥኩ እንቅልፍ ቶሎ ስለሚወስደኝ መተኛት በጣም ያስደስተኛል ማለት ነው። እንግዲህ ከዚህ በተጨማሪ ሰዎች የራሳቸውን የሆነ አስተያየት ሊኖራቸው ይችላል። አብዛኛው ሰው ግን ዝናብ በሚኖርበት ጊዜ እንግዲህ እየሮጠ ወደ መጠለያ መጠጋት የሁሉም ሰው ልምድ ነው ማለት ነው

ሰላም ሰላም ጤና ይስጥልኝ እጅግ አድርጌ አመሰግናለሁ የቀረበልኝን ጥያቄ ለመናገር እወዳለሁ ማለት ነው። እንግዲህ የተጠየቅኩት ጥያቄም ስንት ቋንቋ ትችላለህ የሚል ነው ማለት ነው። እንግዲህ እኔ የምችለው ቋንቋ ሁለት ቋንቋዎችን ብቻ እችላለሁ ማለት ነው። የመጀመሪያው ቋንቋ እንግዲህ አማርኛ ሲሆን ይህ አማርኛ ቋንቋም። ከእናት ቋንቋ ወይም ደግሞ የአፍ መፍቻ ቋንቋዬ ስለሆነ ማለት ነው የቋንቋ እንግዲህ በሰፊው እኛ አካባቢ ስለሚነገር ወይም ደግሞ እኛ አካባቢ። ሌላ ምንም አይነት ቋንቋ ስለማይነገር አማርኛ ቋንቋን ብቻ ከቤተሰቦቼ ይሄን ቋንቋ ለምጄዋለሁ ማለት ነው። እንግዲህ ብዙ ቋንቋዎችን ብለምድ በጣም ደስ ይለኛል ማለት ነው። ነገር ግን እንዳለመታደል ሆኖ ሁለት ቋንቋዎችን ብቻ እችላለሁ ማለት ነው። ሌላኛው ቋንቋ ደግሞ እንግሊዘኛ ቋንቋ ነው ማለት ነው። ነገር ግን ከሁለቱ ሲነጻጸር በጣም አድርጌ የምችለው እንግሊዘኛ ሳይሆን አማርኛ ቋንቋ ነው ማለት ነው። እናም አማርኛ ቋንቋ በመቻሌ በጣም ደስ ይለኛል ምክንያቱም የኢትዮጵያ የስራ ቋንቋ አማርኛ በመሆኑ ይሄን አማርኛ አቀላጥፌ በመቻሌ እጅግ በጣም ደስ ይለኛል አንዳንድ ሰዎች አማርኛ ቋንቋን ባለመቻላቸው ሲቸገሩ እናያለን። ምክንያቱም በተለያዩ ቦታዎች ላይ በተለያዩ ተቋማት ላይ የሚነገሩና ተግባራዊ ወይም ደግሞ ለስራ የሚውል አማርኛ ቋንቋ በመሆኑ። እኔ የአማርኛ ቋንቋ ስለቻልኩ አልቸገርም ማለት ነው። ነገር ግን ወደ አንድ አካባቢዎች በሚሄድበት ጊዜ በተለይም ደግሞ በተለያዩ ክልላት ከአማራ ክልል ውስጥ ውጪ ከሆኑ አካባቢዎች ላይ ስሄድ ትንሽ ልቸገር እችላለሁ። ቢሆንም ግን በጣም ከባድ አይደለም ማለት ነው። ለምሳሌ ያክል ለመውሰድ ብንፈልግ ሶማሊያ ክልል ሄጄ ነበር እናም እዛ አካባቢ ሶማሊኛ ይነገራል። እናም አማርኛ ለመናገር ትንሽ ያዳግተኝ ነበር ማለት ነው። ምክንያቱም ሌሎቹ በአማርኛ አንዳንዶቹ ስለማይችሉ እኔም ደግሞ ሌላ ቋንቋ ወይም ደግሞ ሱማሊኛ ስለማልችል ሁለታችን ለመግባባት እጅግ በጣም ፈታኝ ሆኖብን ነበር ማለት ነው። ሆኖም ግን ያው አብዛኛው ሰው አማርኛ ስለሚችል ከሚችለው ጋር በመግባባት የፈለግኩትን ነገር ማከናወን እችላለሁ ማለት ነው። እንግዲህ ቋንቋ መቻል በጣም ወሳኝ የሆነ ነገር ነው። ቋንቋ ማለት እንግዲህ የሰው ልጅ ብቻ ሊናገረው የሚችለው ነገር ነው ማለት ነው። እንግዲህ ቋንቋ ማለት በጣም ወሳኝ የሆነ ነገር ነው ማለት ነው። ለመግባቢያነት የምንጠቀመው ይህ ቋንቋ እንግዲህ ብዙ አይነት ጥቅሞች አሉት ማለት ነው። ያለ ቋንቋ መግባባት በጣም ከባድ ነው የሚሆነው። እንግዲህ ይሄ ቋንቋ የምልክት ቋንቋም እንዲሁም ደግሞ በንግግር የምናደርገው ቋንቋ ሊሆን ይችላል ማለት ነው። እናም እነዚህ ቋንቋዎች ከሌሉ የሰው ልጅ ተግባብቶ ለመኖር በጣም አስቸጋሪ ነው የሚሆነው። ያለ ቋንቋ እንግዲህ ስራዎችን ለማከናወንም ሆነ የተለያዩ ነገሮችን ለማድረግ በጣም አስቸጋሪ ነው። ለምሳሌም ያለ ቋንቋ እቃ ለመግዛት እቃ ለመሸጥ እንዲሁም ደግሞ ምግብ እንኳን ፈልገን ምግብ አቅርቡልን ምግብ ስጡን ለማለት የግዴታ ቋንቋ መቻል ይኖርብናል ማለት ነው። እንግዲህ አንዳንድ ሰዎች ከሁለት በላይ እስከ አምስት እስከ ስድስት ቋንቋ የሚችሉ ሰዎች አሉ ማለት ነው ለምሳሌ ጓደኛዬ ሶስት ቋንቋ ይችላል እሱም ጉራጌ ነው ማለት ነው። ጉራጌም እንግዲህ ከቤተሰቡ ያገኘው ችሎታ ነው ማለት ነው። የአፍ መፍቻ ቋንቋው ነው። ከዚህም በተጨማሪ አማርኛ ቋንቋን ይችላል ማለት ነው። አማርኛ ቋንቋን የቻለውም እንግዲህ የስራ ቋንቋ በመሆኑ እና በእሱ አካባቢ የአማርኛ ቋንቋ ስለሚነገር ይህን ቋንቋ በቀላሉ እንዲችል አድርጎታል ማለት ነው። በሶስተኛ ደረጃ እንግሊዘኛን ነው የሚችለው ማለት ነው። ይህ እንግሊዘኛ ቋንቋ እንግዲህ የቻለበት ምክንያት በትምህርት ነው ማለት ነው። ትምህርት ስንማር የምንማረው በእንግሊዘኛ ቋንቋ በመሆኑ ቋንቋን እንድንችል አድርጎናል ማለት ነው። ቋንቋ እንግዲህ የሚለመድ እንጂ በተፈጥሮ ከቤተሰብ ወይም ደግሞ ከዘር የሚወረስ አይደለም። ነገር ግን ቋንቋ በችሎታ እና ካደግንበት አካባቢ በተለያየ ምክንያት የምናገኘው በልምድ ምክንያት የሚመጣ በልምምድ ምክንያት የሚመጣ ነገር እንጂ በተፈጥሮ የሚገኝ ስላልሆነ ቋንቋን መቻል እንግዲህ የኛ ፍላጎት ነው ማለት ነው። ለምሳሌ እኔ አሁን ላይ እችላለሁ ባይባልም ትንሽ ኦሮምኛ ቋንቋ እሞክራለሁ። ይህም የሆነበት ምክንያት ጓደኞቼ እያለመመዱኝ ጓደኞቼን እየሰማሁ ስለለመድኩ ነው ማለት ነው። እናም በአጠቃላይ ቋንቋ መቻል በተፈጥሮ ሳይሆን በችሎታ የሚመጣ በመሆኑ ሁሉም ሰው ብዙ ቋንቋ መለማመድና ማውራት ይችላል ማለት ነው። እናም እንግዲህ ብዙ ቋንቋ ብትችሉ በጣም ይመከራል ምክንያቱም ቋንቋ መቻል አሪፍ ስለሆነ የፈለግነው አካባቢ ላይ ሄደን ለመግባባት ስለሚያስችለን ምክንያቱም መግባባት ከሌለ ነገሮችን ለማከናወን አስቸጋሪ ስለሚሆን ብዙ ቋንቋዎችን ብናውቅና ብንችል በጣም ጠቃሚ በመሆኑ ሁሉም ሰው እንግዲህ የተለያየ ቋንቋዎችን እንዲለምድ እኔ እመክራለሁ ማለት ነው። እናም ሁላችሁም ቋንቋ ብትለምዱ በጣም እወዳለሁ ይሄን እንድታደርጉ እንግዲህ በርታችሁ ብትሰሩ

እሺ ሰላም ሰላም ጤና ይስጥልኝ የተጠየቁትን ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የተጠየኩትም ጥያቄ ምን አይነት ልብስ ትወዳለህ? ይላል። እንግዲህ የኔ የምወደው ብዙ አይነት ከለሮች እናወዳለሁ። በከለር ከተጠየቅኩኝ ማለት ነው። እንዲሁም ደግሞ ምን አይነት ልብስ ከተባለ? በብዛት በአይነታቸው የምወዳቸው የልብስ አይነቶች እንግዲህ ቱታ የሚባለውን የልብስ አይነት በጣም አድርጌ እወደዋለሁ ማለት ነው። እና እጅግ በጣም ስለምወደውም እንግዲህ ይሄንን የቱታ ልብስ ነው በብዛት የምጠቀመው ማለት ነው። ምክንያቱም የቱታ ልብስ በቀላሉ ቀላል ይሆንና እንደፈለጋችን ለቀቅ አድርጎን የፈለጋችንን ስፖርትም ሆነ የፈለግነውን ስራ መሰራት በቀላሉ ስለሚያስችለን። የቱታ ልብስን በጣም አድርጌ እወደዋለሁ ማለት ነው። እንግዲህ የቱታ ልብሱ በቀላሉ የሚለጠጥም ማለት ነው። ወደ ፈለግነው አቅጣጫ እንደፈለግነው መለጠጥ የምንችል በመሆኑ የቱታ ልብስ በከፍተኛ ሁኔታ እንድወደው አድርጎኛል ማለት ነው። እንግዲህ ይህ ልብስም ረጅም ልብስ ሰፋ ያለ መሆን አለበት። ግን ድሮ ላይ እወደው የነበረው ከጨርቅ የተሰራ ወይም ደግሞ የተሰፋ የነዶ ልብስ በጣም እወደ ነበር ማለት ነው። እንግዲህ ይህም የሆነው አካባቢና የእድሜ ደረጃ የልብሳችንን የምንወደውን የልብስ አይነት እና እንዲሁም ደግሞ የገቢ ምንጫችን ይወስናል ማለት ነው። እንግዲህ የቱታ ልብስ በአሁኑ ሰዓት እንደ ፋሽን የምንጠቀመው ነው ማለት ነው። በጥንካሬውም ቢሆን ይህ የቱታ ልብስ በጣም አሪፍ ነው። ከጅንስና ከጨርቅ ከተሰራ ልብስ በተሻለ ሁኔታ ይህ የቱታ ልብስ በጣም አስፈላጊ በመሆኑ እናም ጥራት ያለው በመሆኑ ይህን የቱታ ልብስ እንድመርጠው አድርጎኛል ማለት ነው። እንግዲህ ሲያጥቡትም ደግሞ እንዲሁ ይሄ ቱታ ልብስ በጣም ደስ የሚል ለስላሳ በመሆኑ ሲያጥቡትና ሲጨምቁት በጣም ደስ የሚል ነው ማለት ነው። እንዲሁም ደግሞ በፀሀይም ሆነ በተለያዩ ነገሮች የከለር ቅያሬ የማድረግ ነገሩ የተሻለ ነው ማለት ነው። ሌሎቹ ልብሶች ግን ለምሳሌ ጅስን ብንወስድ በውሃ ስናጥበው ከለሩ ስለሚለቅ ከለሩ ተለቀቀ ደግሞ የሚያስጠላ መልክ ሊይዝ ስለሚችልና በጣም ደስ የማይል ነገር ስለሚሆን ይህንን ልብስ ቱታን እንድመርጥ አድርጎኛል። ከዚህም በተጨማሪ እንግዲህ ቲሸርት ደግሞ ቀለል ያለች በጣም ወፍራም ያልሆነ ስስ የሆነ ቲሸርት እና ደግሞ እጅዬው ጉርድ የሆነ በጣም ይመቸኛል ማለት ነው። ይሄም የሆነበት ምክንያት እንግዲህ ስፖርት ስለምሰራ ክንድዌን ማሳየትና እጅታዬ ሲታይ ደስ ይለኛል ምክንያቱም ወፍር ያለ እጅታ ስላለኝ። ይሄ እጅ ማለት ነው። ያንን ሳሳይ በጣም ደስ ይለኛል ማለት ነው። ከዚህም በተጨማሪ ደግሞ ጉርድ ሽራፍ ስለብስ በጣም ነጻነት ይሰማኛል ማለት ነው። እንግዲህ የልብስ አይነት የምንመርጥበት ብዙ አይነት ሁኔታዎች ቅድመ ሁኔታዎች አሉ ማለት ነው ልብሱን እንድንመርጥ የሚያደርጉን ነገሮች። ከእነዚህም መካከል እንግዲህ የአየር ንብረት የመጀመሪያውን ድርሻ ይይዛሉ ማለት ነው። እንግዲህ የአየር ንብረቱ ቀዝቃዛ በሚሆንበት ጊዜ ቱታ ልብሶች በጣም አሪፍ ናቸው ምክንያቱም ሙቀት ስለሚስቡ። እንዲሁም ደግሞ በከለራቸው ጥቁር እየሆኑ ልብሶች በጣም አሪፍ ናቸው ምክንያቱም ሙቀትን የመሳብ እድል ስላላቸው እነዚህ ልብሶች መልበስ በጣም ያስደስተኛል ማለት ነው። ሌላው ደግሞ ወፍር ያለ ጃኬት ክንንብ ያለው ባለቆፍ የሆነ ሹራብ መልበስ ጊዜ በጣም አሪፍ ነው። ምክንቱም ጆራራችንን እና ፊታችንን እንዲሁም ደግሞ ግንባራችንን በአናታችን የሚገባውንም ንፋስ ይህንን ቁብ በመልበስ መቀነስ ስለምንችል እንደዚህ አይነት ልብሶችን ምርጫዬ አደርጋለሁ ማለት ነው። ነገር ግን ደግሞ ፀሀይ በሚበዛበት ጊዜ ከፍተኛ ፀሀይ በሚኖርበት ጊዜ ደግሞ ነጭ ልብሶች መልበስ በጣም ያስደስተኛል። ምክንያቱም ነጭ ልብሶች እንግዲህ የፀሀይ ብርሃንን አንፀፋርቀው ስለሚመልሱና ሙቀትን ስለማይፈጥሩ ወይም ደግሞ ሙቀታማ ቀን ከሆነ ቀዝቀዝ ያለ ነገር ስለሚያስቡ ለሰውነታችን እንደዚህ አይነት ልብሶችን መምረጥ በጣም አስፈላጊ ነው ማለት ነው። አብዛኛውም ሰው እንደዚህ አይነት አለባበሶችን ሲለብስ አያለሁኝ ማለት ነው። ከዚህም በተጨማሪ እንዲሁ ደግሞ ዝናብ ምናምን በሚሆንበትና ቦሮቦራማ አካባቢ ላይ ካለን ጥቁር ልብስ የተሻለ ነው ምክንያቱም። ነጭ ልብስ ከሆነ ትንሽ አዋራ ሲነካው ቶሎ የመቆሽሽ እድል ስላለው ነጭ ልብስ መልበስ እንግዲህ በእንደዚህ አካባቢዎች ላይ በጣም አስቸጋሪ ነው ማለት ነው። ምክንያቱም የግድ ቶሎ ቶሎ ማጠብ ስለሚጠበቅብን ማለት ነው። ቶሎ ቶሎ ለማጠብ ደግሞ ተገንዘብንም ሰዓትንም ከማባከን አንፃር ከፍተኛ በመሆኑ። እንደዚህ አይነት ልብሶች እንግዲህ ቦረቦርና የተለያየ አቧራ ባለበት አካባቢ ላይ መልበስ አይመከርም ማለት ነው። በእዚህ አካባቢዎች ላይ ጥቁር ልብሶችን ብንለብስ የተሻለ ነው። ምክንያቱም ጥቁር ልብሶች ሲቆሽሹ ስለማይለዩ። እነዛን ልብሶቼን ለብዙ ጊዜ መልበስና ማቆየት ስለሚቻል ማለት ነው

ሰላም ሰላም ጤናችን ጤና ሰላማችሁ እና ጤናችሁ ይብዛልኝ እኔ እጅግ በጣም ደህና ነኝ እንግዲህ ጥያቄዬን ለመመለስ ወደዚህ መጥቻለሁ ማለት ነው። ጥያቄውም እንግዲህ የአካል ብቃት እንቅስቃሴ ታደርጋለህ የሚል ነው ማለት ነው። ምላሼም አዎ የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። እንግዲህ የአካል ብቃት እንቅስቃሴ በጣም አሪፍ እና የሚመከር ነገር በመሆኑ ሁላችንም የአካል ብቃት እንቅስቃሴ ብናደርግ በጣም አሪፍ ነው ብዬ እመክራችኋለሁ ማለት ነው። እንግዲህ ብዙ አይነት የአካል ብቃት እንቅስቃሴዎች አሉ ማለት ነው። እነዚህ የአካል ብቃት እንቅስቃሴዎች የተለያየ አላማ እና የተለያየ ተግባራት አላቸው ማለት ነው። እነዚህን የአካል ብቃት እንቅስቃሴዎች በተለያየ ሰዓት እንዲሁም ደግሞ ለተለያየ አላማ እንጠቀማቸዋለን። እነዚህ የአካል ብቃት እንቅስቃሴዎች በዋናነትም የሰውነት ቅርጽን ለመጠበቅ የሚያስችሉ በሽታን የሚከላከሉ በመሆናቸው የአካል ብቃት እንቅስቃሴ ማድረግ በጣም ያስደስተኛል ማለት ነው። እንግዲህ የተለያዩ የአካል ብቃት እንቅስቃሴዎች አሉ ለምሳሌ ብንወስድ የሶምሶማ ሩጫ የአካል ብቃት እንቅስቃሴ ከሚባሉት ውስጥ አንዱ ነው ማለት ነው። ይህ የአካል ብቃት እንቅስቃሴ ወይም ደግሞ ስፖርት እንግዲህ የተለያዩ የደም ዝውውርን በማበረታታት በሽታ በቀላሉ እንዳይዘንና ብርታታችንን የሚያጠነክርልን ነው ማለት ነው። ከዚህም በተጨማሪ ከፍተኛ የሆነ ውፍረት ያለን ከሆነ ይህንን ውፍረት እንዲሁም ደግሞ ክብደት ለመቀነስ ስለሚያስችለን የሶምሶማ ሩጫ የአካል ብቃት እንቅስቃሴዎች ውስጥ በጣም አሪፍ ነው ማለት ነው። ከዚህም በተጨማሪ እንግዲህ ፑሽ አፕ የሚባል አለ ማለት ነው። ይህ ፑሽ አፕ እንግዲህ የሚባለው የሰውነት እንቅስቃሴ የሚጠቅመው ጡንቻዎችን ለማጠናከር ነው። በተለይም ደግሞ እጅ አካባቢ እና ደረት አካባቢ ያሉ ጡንቻዎችን ለማጠንከር ስለሚረዳ እንዲህ አይነት ስፖርቶችን መስራት በጣም አሪፍ ነው። እንዲህ አይነት ስፖርቶች በተለይ ደግሞ ለወንድ ልጆች ይመከራል ምክንያቱም ወንድ ልጆች እጃቸው ወፍር ያለ እና ደረታቸው ሰፋ ያለ እንዲሁም ደግሞ ወጣ ያለ ጡታቸው አካባቢ እብጥእብጥ ያለ ሲሆን በጣም ደስ ይላል ምክንያቱም ለእይታም ሆነ ለበሽታዎችም እንዲሁ በጣም አስፈላጊ ስለሆነ እንደዚህ አይነት ስፖርት እንድትሰሩ ሁላችሁንም እመክራችኋለሁ ማለት ነው። እንግዲህ ይሄን ስፖርት ለመስራት የተለያዩ ነገሮችን ልትጠቀሙ ትችላላችሁ ማለት ነው። መሳሪያ ልትጠቀሙ ትችላላችሁ ያለ መሳሪያም እንዲሁ የአካል ብቃት እንቅስቃሴ ማድረግ ይቻላል ማለት ነው። እንግዲህ እኔ የማደርገው የአካል ብቃት እንቅስቃሴ ነጣ መሳሪያ ወይም ደግሞ ነጣ ጂምናስቲክ የሚባል የአካል ብቃት እንቅስቃሴ ማድረግ ያስደስተኛል ማለት ነው። ምክንያቱም የመሳሪያ ጅምናስቲክ ወይም ደግሞ የአካል ብቃት እንቅስቃሴ እምናደርግ ከሆነ የተለያዩ ወጪዎች ስለሚያስቸግሩን እነዚህን ወጪዎች ለመቀነስ የግዴታ ነፃ የአካል ብቃት እንቅስቃሴ ወይም ደግሞ ነፃ ጂምናስቲክ የሚባለውን እንቅስቃሴ ብናደርግ ይመከራል ማለት ነው። ከዚህም በተጨማሪ እንግዲህ የአካል ብቃት እንቅስቃሴ ብዙ ጠቀሜታዎች አሉት ይህ የአካል ብቃት እንቅስቃሴ እንግዲህ በቡድን ወይም ደግሞ በግል ሊደረግ ይችላል ማለት ነው። በቡድን የሚደረግ የአካል ብቃት እንቅስቃሴ ብዙ ጠቀሜታዎች አሉት ማለት ነው። እንግዲህ ይህን የአካል ብቃት እንቅስቃሴ በቡድን በምናደርግበት ጊዜ ረዥም ሰዓት ለመስራት ያግዘናል ማለትም ማለት ነው። ይህ የሚሆንበትም ምክንያት እንግዲህ ከሰዎች ጋር በጋራ ስንሰራ ቶሎ አይደክመንም የሰዎችን ብርታት በማየት እኛም ስለምንበረታታ ነው ማለት ነው። እናም እንግዲህ የአካል ብቃት እንቅስቃሴ ስንሰራ ከሰዎች ጋር በቡድን ብንሰራ በጣም ጥሩ ነው ማለት ነው። ይሄም የሚሆንበት ምክንያት እንግዲህ ከሰዎች ጋር ለረዥም ሰዓት ስንሰራ ጥሩ የሆነ የአካል ብቃት እንቅስቃሴ ሰሪዎች ስለሚያደርገን ነው ማለት ነው። የአካል ብቃት እንቅስቃሴ እንግዲህ ከዚህም በተጨማሪ የተለያዩ ጥቅሞች አሉት ማለት ነው። እንግዲህ አካል ብቃት እንቅስቃሴ የተለያዩ ስፖርቶችን ወደ ዋና ስፖርት ከመግባታችን በፊት የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። ምክንያቱም የአካል ብቃት እንቅስቃሴ ሰውነታችንን ለሟማማቅ እና የደም ዝውውራችን ለመጨመር እና ወደ ዋናው ተግባር ለመግባት ስለሚያስችለን የአካል ብቃት እንቅስቃሴ ሰርተን ወደ ዋናው ተግባር የምንገባ ከሆነ ሰውነታችን በቀላሉ አቅጣጫን የመቀየር የመቀለጣጠፍ ነገር ስለሚኖረው እንግዲህ ቅልጥፍናችንን ስለሚጨምርልን የፈለግነውን ተግባር ለማከናወን ያስችለናል። ለምሳሌ የብኖስት የእግር ኳስ ለመጫወት ተፈለግን በመጀመሪያ የአካል ብቃት እንቅስቃሴ የመማማቂያ የአካል ብቃት እንቅስቃሴ ማድረግ ይጠበቅብናል ማለት ነው። ይህንን ካላደረግን ቀጥታ ወደ ዋናው ተግባር ወደ ኳስ ጨዋታ የምንገባ ከሆነ በአጋጣሚ ከሰው ጋር ብንጋጭ በእግር ለግርብ ብንመታታ ጉዳት ሊደርስብን ስለሚችል የአካላዊ ብቃት እንቅስቃሴ ማድረግ በጣም አስፈላጊ ነው። እናም እንግዲህ በቡድናችን ውስጥ ማለት ነው። እኔ የአካል ብቃት እንቅስቃሴ ችሎታ ስላለኝ እኔ እንዳሰራቸው ያደርጉኛል ማለት ነው። እናም እኔ የአካል ብቃት እንቅስቃሴውን በተገቢውና አሪፍ በሆነ ሁኔታ አሰራቸዋለሁ ማለት ነው። እንግዲህ የአካል ብቃት እንቅስቃሴ

ሰላም ሰላም ጤና ይስጥልኝ እንግዲህ ወደ ስራ በሰአቱ ትደርሳለህ የሚለውን ጥያቄ ልመልስላችሁ መጥቻለሁ ማለት ነው። አዎ እኔ እንግዲህ አብዛኛውን ጊዜ ወደ ስራ በሰአት እደርሳለሁኝ ማለት ነው። ምክንያቱም በሰአቱ ደርሼ ስራዬን ማገናወን ስለሚኖርብኝ ማለት ነው። እንግዲህ ሰዓት ወደ ስራ መድረስ ከአንድ ሰራተኛ የሚጠበቅ ነገር ነው ማለት ነው። እንግዲህ ስራ ወደ ስራዬ በሰአቱ ለመገኘት ለራሴ የሆነ ቃል ኪዳን እገባለሁ ማለት ነው። ምክንያቱም ዛሬ ይሄንን ስራ መጨረስ አለብኝ ብዬ ስለምወስን በሰአቱ ተገኝቼ ያንን ስራ መጨረስ ስላለብኝ ያንን ስራ እንግዲህ በሰአቱ ለመጨረስ የግዴታ በሰአቱ መገኘት ወደ ስራዬ መግባት ይኖርብኛል ማለት ነው። እናም ይህንን ለማድረግ ደግሞ የተለያዩ ነገሮችን ልጠቀም እችላለሁ ማለት ነው። ያ ማለት እውቅ በሰአቱ ወደ ስራ ቦታ ላይ ለመገኘት እንግዲህ ታክሲ ልጠቀም እችላለሁ ማለት ነው። ወይም ደግሞ ገስግሼ በመነሳት ታክሲ የማይኖር ከሆነ ቀስ እያልኩ ወዲያው ተወዲያው ቀደም ብዬ በመነሳት ፈለኩበት ቦታ በጊዜ መድረስ ይኖርብኛል ማለት ነው። እንግዲህ ወደ ሰዓት ቶሎ በሰአት ወደ ስራ ለመግባት በመጀመሪያ ቁርስ በልተን ስለምንሄድ ማለት ነው። ይህንን ቁርስ ለማዘጋጀት አላርም ቀጥረን ጠዋት ገስግሰን በመነሳት ያንን ምግብ በማብሰል እፈልግነው ቦታ ላይ ቶሎ ለመድረስ ገስግሰን ምግቡን በመመገብ ቀጥታ ፈልግነው ቦታ ላይ መሄድ አስፈላጊ ስለሚሆን ይህንን እናደርጋለን ማለት ነው። እንግዲህ ሰዎች በተለያየ ሰዓት እያረፈዱ ስራቸውን ሲያበላሹ እናያለን። እንዲሁም ደግሞ ወደ ስራ በሰአቱ የምደርስበት ዋናው ምክንያት አለቃዬ በሰአቱ ካልደረስን ቅጣት ስለሚያደርግ ማለት ነው። ቅጣት እንዳይደረግብኝ ያ ብር እንዳይቀነስብኝ የግዴታ በሰአቱ መግባት ስላለብኝ ቶሎ ብዬ ወደ በሰአቱ ወደ ስራዬ እሄዳለሁ ማለት ነው። ከዚህም በተጨማሪ ስራ እንዳይደራረብብኝ እያደረጋል ማለት ነው። እንግዲህ ቀለል ባለ መልኩ ስራዬን በቀላሉ ለመከናወን የግዴታ በሰአቱ ስራ ቦታ መድረስ አለብኝ ማለት ነው። እንግዲህ በሰአቱ ስራ ቦታ ተደረስኩኝ ስራዬን በአግባቡ ተረጋግቼ መስራት እችላለሁ ማለት ነው። ሰው በሰአቱ ስራ ቦታ የሚገኝ ከሆነ እንግዲህ ስራዎችን ለመጨረስ አዳጋች ሊሆንበት ይችላል ማለት ነው። ከዛም በተጨማሪ ስራን ሊያበላሽ ይችላል ማለት ነው። ከዚህም በተጨማሪ በጣም ድካም ስሜት ሊሰማው ይችላል ማለት ነው ምክንያቱም ያንን ስራ ለመጨረስ ቶሎ ቶሎ ስለሚሰራ ያለ እረፍት ስለሚሰራ ማለት ነው። በጣም ድካም እና ሊሰማው ይችላል ማለት ነው ይህ ድካም እንግዲህ ደግሞ ወደ ህመም ሊያመራ ይችላል ማለት ነው። እና ሁሉም ሰው በሰአቱ ስራ ቦታ ላይ ተገኝቶ በሰአቱ ስራን ማጠናቀቅ ይኖርበታል ማለት ነው። በሰአቱ ስራ ቦታ መገኘት ላይ የአንድ ሰራተኛ ግዴታ ነው ማለት ነው። እንግዲህ በሰአቱ ስራ ቦታ ላይ መገኘት ብዙ መገለጫዎች አሉት እንግዲህ ሰው በሰአቱ ስራ ቦታ የሚገኝ ከሆነ ስራውን የሚወድና ትሁት ጠንካራ ሰራተኛ ተብሎ ይመደባል ማለት ነውና። በሰአቱ ስራ ቦታ የሚገኝ ሰው እንግዲህ ሽልማት ያስፈልገዋል ማለት ነው ሽልማቱ እንግዲህ ሁሌም በሰአቱ እንዲገኝ የሚያበረታታ ይሆናል ማለት ነው። ከዚህም በተጨማሪ ሌሎች ይህንን ሽልማት በማየት እንደሱ ለመሸለም እና የስራ እድገት ለማግኘት ሰዎች ወደ ስራ ቦታ ቅስቅሰው ይመጣሉ ማለት ነው። ስራ ቦታ ገስግሶ በመሄድ እንግዲህ ለምሳሌ ነገ ሌላ ስራ የምኖርብን ከሆነ ወይም ደግሞ ስራዎች የሚጨመመሩ ከሆነ ጠዋት ገስግሰን በመግባት ስራዎችን ልናከናውን ይገባል እንግዲህ ስራ በሰአቱ መግባት ማለት በተፈቀደለት ሰዓት መግባት ነው። እኔ ግን ከዚህም በተጨማሪ ደግሞ እንግዲህ ከስራዬ ቀድሜ ሁላ እገባለሁኝ ማለት ነው። ስራ በሰአቱ ተገባን በሰአቱ ከወጣን ስራችንን የምንወድና ስራችንን በአግባቡ አቀላጥፈን ለመስራት ስለሚያስችለን ይህንን እንግዲህ ተግባር ሁላችንም ልናደርገው የሚገባ ነገር ነው ማለት ነው። እና ስራን በተገበ አስፈላጊው ሰዓት እንድታገናውኑ ሁላችሁንም እመክራችኋለሁ ስራን በአግባቡ ለመስራት የግዴታ በሰአት መገኘት። በጣም ወሳኝ በመሆኑ ሁላችንም ስራ በሰአት ቶሎ መድረስ ይኖርብናል አንድ ጓደኛ አለኝ ማለት ነው። የጓደኛዬ ግን ዘለቀ ይባላል ያ ሰውዬ እንግዲህ ተኝቶ ስለሚያረፍድ ስራ በቀላሉ ተሳቱ ለመግባት በጣም ያዳግጠዋል ማለት ነው። እና ሁሌ ወደ ስራ አርፍዶ ይገባል ማለት ነው። እና ሁሌም ወደ ስራ አርፍዶ ስለሚገባ ስራ እየተበላሸበት ብዙ ጊዜ እኔን እንዴት ነው የምሰራው እያለ ሲጠይቀኝ አውቃለሁ ማለት ነው። እንዲሁም ደግሞ በተጨማሪ ሌላ ጓደኛም አለኝ ያ ጓደኛየ እንደውም ከስራ ተበሯል ማለት ነው። ይሄ የሆነበት ምክንያቱም እያረፈደ እየገባ ስራ እያበላሸ እንዲሁም ደግሞ ብዙ ያልጨረሳቸው ስራ መጨረስ ያለበት ስራዎችን ማገናወን ባለመቻሉ ምክንያት እንግዲህ ይሄ ሰውዬ ከስራ ሊባረር ችሏል ማለት ነው። ስለዚህ ስራን በሰአቱ ማከነዎን ተገቢ ነው

እሺ ሰላም ሰላም ጤና ይስጥልኝ እንግዲህ ለቀረበልኝ ጥያቄ ምላሽ ለመስጠት ወደዚህ መጥቻለሁ ማለት ነው። እንግዲህ ጥያቄውም ስልክህን ምን ያህል ጊዜ ትሞላዋለህ? የሚል ጥያቄ ነው ማለት ነው። እንግዲህ ስልኬን ብዙ ጊዜ የምሞላው በቀን አንድ ጊዜ ነው ማለት ነው። ምክንያቱም የስልኬ የቫትሪ በጣም ጤነኛ ነው ይሄ የስልኬ ባትሪ እንግዲህ ኢንፊኒክስ ከመሆኑ የተነሳ። ብዙ ጊዜ የምሞላው አንድ ጊዜ ነው ምክንያቱም ስልኩ በጣም አሪፍ ባትሪ አለው ማለት ነው። ይሄ የሆነበት ምክንያትም እንግዲህ ኢንፊኒክስ የሚባለው ቫትሪ በጣም አሪፍ በመሆኑ ከቀን አንድ ጊዜ ብቻ እንድሞላው አድርጎኛል ማለት ነው። ነገር ግን አንዳንድ ጊዜ ስራ በጣም በምሰራበት ጊዜ በተለይም ደግሞ ይሄን አሁን የመስመር ላይ ስራ መስራት ከጀመርኩ ጀምሮ ስልኬን በቀን ሁለት ጊዜ እንድሞላው አድርጎኛል ማለት ነው። ምክንያቱም ይሄ የመስመር ላይ ስራ እንግዲህ ባትሪ የሚፈጅ በመሆኑ ስልኬን በቀን ሁለት ጊዜ እንድሞላ አድርጎኛል ማለት ነው። ከዚህም በተጨማሪ እንግዲህ የተለያዩ ስራዎችን መተግበሪያዎችን በመጠቀም ብዙ ስራ የምሰራ ከሆነ ስልኬን ሁለት ጊዜ ወይም ደግሞ ሶስት ጊዜ እንድሞላው ያስገድደኛል ማለት ነው። ከዚህም በተጨማሪ የተለያዩ ቪዲዮዎችን ትምህርቶችን የማይበት ከሆነ ስልኬን ቶሎ ያልቃል ማለት ነው። እንዲሁም ደግሞ የተለያዩ የቪድዮ ኮሎች የማካሄድ ቪዲዮ ድውል ላይ የማዳረግ በቪዲዮ ድውል ላይ የማከናውን ከሆነ እንግዲህ ስልኬን ሁለቴ እንድሞላ ያስገድደኛል ማለት ነው። እንግዲህ በአጠቃላይ ስልክህን ሁለት ጊዜ ትሞላለህ ለሚለው ጥያቄ እንደ ስራዬ አይነት ነው ማለት ነው። ስራ የምሰራበት ከሆነ በቀን ሁለት ጊዜ ልሞላ እችላለሁ ስራ የማልሰራበት ከሆነ ግን በቀን አንድ ጊዜ ብቻ እሞላለሁ ማለት ነው። ነገር ግን ጓደኛዬ ሳምሰንግ ስልክ አለው ማለት ነው። እና ይህ ሳምሰንግ ስልክ ባትሪው ጅል ስለሆነ ስራ የሚሰራ ከሆነ በቀን ሶስቴ ወይም ደግሞ አራት ጊዜ ሊሞላው ይችላል ማለት ነው። እናም እንግዲህ ስልኬ እኔ የምሞላው በቀን ሁለት ጊዜ ብቻ ነው እናም ይሄ ደግሞ በጣም አሪፍ አድርጎልኛል ማለት ነው። ምክንያቱም በቀን ሶስቴ ወይም ደግሞ ሁለት ጊዜ የምንሞላ ከሆነ በአጋጣሚ መብራት የማይኖር ከሆነ ስልክ ለመሙላት በጣም ስለምንቸገር ማለት ነው። ስልክን ለመሙላት ስለሚያስቸግረን የተለያዩ ስራዎችን ለመስራት በጣም አስቸጋሪ ያደርግብናል ማለት ነው። እናም በዚህ የተነሳ እንግዲህ ስራዎችን ሳንሰራ እንቀራለን ማለት ነው እና ሁላችሁም ስራዎችን እንድታደርጉ ስልካችሁንም ሞልታችሁ የተለያዩ ስራዎችን እንድትሰሩ እጋብዛለሁ ማለት ነው። ሁሉም ሰው እንግዲህ ስልኩን የሚሞላው በተለያየ ሰዓት ነው ማለት ነው። ምክንያቱም እንደሚጠቀምበት ጊዜ እና ሰዓት የተለያየ በመሆኑ ሰዎቹ ስራ እንደሰሩ እንግዲህ ስልካቸውን ቶሎ ቶሎ ሊሞሉ ይችላሉ ማለት ነው። አንዳንድ ሰዎች እንግዲህ በከፍተኛ ሁኔታ ስልካቸውን ሲሞሉ እናያለን ማለት ነው። እንግዲህ ስልክን ቶሎ ቶሎ መሙላት ደግሞ ለብልሽት ስለሚዳርግ ከአንዳንድ ጊዜ ስልኬ አልቆብኝ እንኳን እንዲሁ ልቆይ እችላለሁ ማለት ነው። ሳልሞላው ምክንያቱም ስልኬን ቶሎ ቶሎ የምሞላው ከሆነ ሊበላሽብኝ ስለሚችል ስልኬን ቶሎ ቶሎ ከመሙላት እቆጠባለሁ ማለት ነው። እንግዲህ ስልክን ቶሎ ቶሎ መሙላት ሰልካችን እንዲበላሽ ያደርገዋል በመጀመሪያ አካባቢ ላይ ሰልኬን የምሞላው ምንም ስራ የምሰራ ቢሆን በቀን አንድ ጊዜ እንዲሁም ደግሞ ከሁለት ቀን አንዴ ሁላ የምሞላበት ጊዜ ነበር ማለት ነው። ምክንያቱም በዛን ጊዜ ስልኬ ቶሎ ቶሎ ባትሪ ስለማይጨርስ ማለት ነው። ነገር ግን ስልክ እያረጀ እና እየቆየ ብዙ እየተጠቀምንበት በሄድን ቁጥር የባትሪው መጠን እየቀነሰ ስለሚሄድ በቀን ሁለቴ እንድናደርግ አስገድዶናል ማለት ነው። እናም እንግዲህ በተለያየ ጊዜ በተለያየ ሰዓት እንደሚሰራው የስራ አይነት ስልኩን የሚሞላበት ጊዜም የተለያየ ይሆናል ማለት ነው። እናም እንግዲህ ይህንን ስልክ በመጠቀም ብዙ አይነት ስራ ስለምሰራበት ማለት ነው ስልኬ ቶሎ ቶሎ እያለቀ ተቸግሬያለሁ ማለት ነው። እንግዲህ ስልክ ብዙ አይነት ጠቀሜታዎች አሉት ብለናል እንግዲህ ከእነዚህ ጠቀሜታዎች መካከልም የተለያዩ የመስበር ላይ ንግዶች ስለምናከናውን እንዲሁም ደግሞ የቪዲዮ ጥሪ ስለምናደርግ እነዚህ እነዚህን በምናደርግበት ጊዜ እንግዲህ ባትሪያችን ባልታሰበ ሁኔታ ሊያልቅብን ይችላል ማለት ነው። እንዲሁም ደግሞ አንዳንድ ጊዜ አስቀምጨው ስተኛ ማለት ነው። ክፍት ሆኖ ካደረ ሰው ሲደውልብኝ እያደረ እና ማለት ነው ባትሪ ሊጨርስብኝ ይችላል ማለት ነው። እንግዲህ እንደዚህ ባትሪ እንዳያልቅብኝ እና በቀን አንድ ጊዜ ብቻ እንዳደርግ ከፈለኩ ባትሪዬን ቆልፌ ማደር ይኖርብኛል ማለት ነው። እንዲሁም ደግሞ አላስፈላጊ ነገሮች ለምሳሌ ቲክቶክ እና የመሳሰሉት የሚጨርሱ ባትሪ የሚጨርሱ ነገሮችን ከእነዛ ነገሮች መቆጠብ ይኖርብኛል ማለት ነው። ያ ካልሆነ ግን ባትሪዬ ቶሎ ቶሎ እያለቀ ያስቸግረኛል ማለት ነው። በዚህም ምክንያት እንግዲህ ስራ ሳልሰራ እቀራለሁ ማለት ነው። እና ይህንን ስራ ለማከናወን እንግዲህ ቲክቶክ እና አላስፈላጊ የሆኑ ነገሮችን ከማየት እና ከመጠቀም መራቅ ያስ

ሰላም ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ ለማቅረብ እወዳለሁ ማለት ነው። እንግዲህ ጥያቄውም ምን አይነት ሙዚቃ ትወዳለህ ይላል ማለት ነው? እንግዲህ እኔ የምወደው ሙዚቃ በጣም ለስለስ ያለ ሙዚቃ በጣም ይመችኛል ማለት ነው። ይሄ ለስለስ ያለ ሙዚቃ እንግዲህ በየሚመችበት ምክንያት ተኝቼ ብዙ ጊዜ ሙዚቃ የማዳምጠው። ተኝቼ በመሆኑ ይህንን ለስለስ ያለ ሙዚቃ ተኝቼ ማዳመጥ በጣም ደስ ይለኛል። ምክንያቱም ተኝቼ ሙዚቃ ሳዳምጥ ምንም አይነት ሰላም ሰላም ጤና ይስጥልኝ እንግዲህ የቀረበልኝን ጥያቄ ለማቅረብ እወዳለሁ ማለት ነው እንግዲህ ጥያቄውም ምን አይነት ሙዚቃ ትወዳለህ ይላል ማለት ነው እንግዲህ እኔ የምወደው ሙዚቃ በጣም ለስለስ ያለ ሙዚቃ በጣም ይመችኛል ማለት ነው። ይሄ ለስለስ ያለ ሙዚቃ እንግዲህ በየሚመጅበት ምክንያት ተኝቼ። ብዙ ጊዜ ሙዚቃ የማዳምጠው ተኝቼ በመሆኑ ይህንን ለደስ ያለ ሙዚቃ ተኝቼ ማዳመጥ በጣም ደስ ይለኛል ምክንያቱም ተኝቼ ሙዚቃ ሳዳምጥ ምንም አይነት ረቢሽ ሳይኖር። እንግዲህ እንቅልፍ እንዲወስደኝ ለስለስ ያለ ሙዚቃ እንቅልፍ እንዲወስደኝ ስለሚያደርግ እንደዚህ አይነት ሙዚቃዎች በጣም ይመቹኛል ማለት ነው። እንግዲህ ለስለስ ያለ ሙዚቃም ለፍቅር የተዘፈነ ሙዚቃ በጣም ደስ ይለኛል ማለት ነው። ሀገር ድሮ ላይ የሀገራችን ምን አይነት ጀግንነት ምን አይነት ታሪክ እንደነበራት ስለሚያስረዱን እንደነዚህ አይነት ሙዚቃዎችን ማዳመጥ በጣም ደስ ይለኛል። እናም እንደዚህ አይነት ሙዚቃዎችን ሳዳምጥ በእጅጉ ነው የምደሰተው ማለት ነው። እንዲህ አይነት ሙዚቃዎች እንግዲህ ከፍተኛ የሆነ የሀገር ፍቅር እንዲጨምር ያደርጉልናል ማለት ነው። ከዚህም በተጨማሪ ሀገራችን በፊት ላይ ምን አይነት ደረጃ እንደነበረች ስለሚያሳዩን እና ይህ አይነት ሙዚቃዎችን መስማት በጣም ያስደስተኛል ማለት ነው። ስለ ሀገር የሚያስፈልጉ ሙዚቃዎች በጣም አስፈላጊ በመሆናቸው ሁላችንም ስለ ሀገር የተዘፈኑ ሙዚቃዎችን ብንሰማ በጣም ደስ ይለኛል። ስለ ሀገር የተዘፈኑ ሙዚቃዎች እንግዲህ ስለ የሀገር ፍቅርን ከመጀመሩም በተጨማሪ ሀገራችንን ለማወቅ በደንቡ ስለሚያስችሉን ስለ ሀገር የተዘፈኑ ሙዚቃዎች እንደኔ በጣም ያስደስቱኛል ማለት ነው። እንግዲህ ስለ ሀገር የተዘፈኑ ሙዚቃዎች ብዙ አይነት ሙዚቃዎች አሉ ማለት ነው። ከእነዚህም ሙዚቃዎች መካከል እንግዲህ ዳኜ ዋለ የሚባለው ዘፋኝ ሀገራችን ኢትዮጵያ ላይ የነበራትን ጀግንነት በጣም አጉልቶ የሚያሳይ ሙዚቃ ለቀዋል። ማለት ነው እንዲሁም ደግሞ ከእነዚህ በተጨማሪ እነ ጥላሁን ገሰሰ ስለ ሀገራቸው ኢትዮጵያ ብዙ ብዙ ዘፍነዋል ማለት ነው። እና እነዚህን ሙዚቃዎች ማዳመጥ በጣም ደስ ይለኛል። ጥላሁን ገሰሰ የዘፈነበት እንግዲህ የሙዚቃ አዘፋፈን ዘዴው ለስለስ ያለ ሙዚቃ በመሆኑ በጣም ደስ ይላል እሱንም ሙዚቃ ደግሞ ተኝቼ ሳዳምጠው በተለይ በጣም ደስ ይለኛል። ምክንያቱም በለስላሳው ስለተዘፈነ ለመተኛት ሽሩሩ እያለ ይመስለኛል። እንደውም ከዚህም በተለየ ደግሞ ዳኜ ዋለን ሳዳምጥ በጣም ያስደስተኛል። እንግዲህ ዳኜ ዋለ የዘፈነው ጀግንነትን በጣም ወኔ ቀስቃሽ የሆነ ሙዚቃ ነው። እና ይህንን ሙዚቃም ደግሞ በተለይ ስራ ቦታ ላይ ወይም ደግሞ የተለያዩ ተግባራት በሚኖሩበት ጀግንነት በሚጠይቁበት ጊዜ እንዲህ አይነት ሙዚቃዎችን ስሰማ በጣም ያስደስተኛል ማለት ነው። እንደነዚህ አይነት ሙዚቃዎችን እንግዲህ በትልቅ የድምጽ ማጉያ መስማት ደግሞ በጣም ወኔን ይቀሰቅሳል ማለት ነው። በተለይም ደግሞ ይሄ ዳኜ ላይ እየተባለ የሚጠራው ሙዚቃ። ወደ ጦርነት ሜዳ ስንሄድ ሀገራችን በተከበበችበት ጊዜ እንግዲህ ይህንን ሙዚቃ ይዘን ወደ እሳብ ስንተም ወኔ ቀስቃሽ በመሆኑ ምንም አይነት ፍርሃት ፈጽሞ በእኛ ላይ እንዳይኖር በማድረግ ስለሚያገለግል እንደ አይነት ሙዚቃዎችን ሁላችሁም ብትጠቀሙ በጣም አሪፍ ነው እላለሁ ማለት ነው። ወኔ ቀስቃሽ ሙዚቃዎች እንግዲህ ወኔያችንን በመቀስቀስ ለሀገራችን ያለንን ስሜት በማጎልበት ሀገራችንን ካለችበት መጥፎ ነገር ለማዳን ቆርጠን እንድንነሳን ስለሚያግዝን እንደነዛ አይነት ሙዚቃዎችን ማዳመጥ በጣም አስፈላጊ ነው ማለት ነው። እንግዲህ ሙዚቃዎችን ምን አይነት ሙዚቃዎችን ታዳምጣለህ? ለሚለው ጥያቄ እንግዲህ የምንጠቀማቸው የሙዚቃ አይነቶች የእድሜ ክልላችን እንዲሁም ደግሞ የትምህርት ደረጃችን ይወስኑናል ማለት ነው። እና እኔ ህፃን እየነበርኩ በነበረበት ጊዜ የምጣምጠው ሙዚቃ ዝም ብሎ ስለ ህፃናት አይነት የሚዘፍኑ ሙዚቃዎች በጣም ደስ ይሉኝ ነበር። ባህላዊ የሆኑ ሙዚቃዎች። ነገር ክር አሁን እያደኩ ስመጣ። እንደዚህ አይነት ሙዚቃዎች ሳይሆኑ ይልቅስ ደግሞ ስለ ሀገር የተዘፈኑ ሙዚቃዎች ቀልቤን ይስቡታል ማለት ነው። እና፥ በአጠቃላይ ምን አይነት ሙዚቃ ትወዳለህ? ለሚለው ጥያቄ እንግዲህ ያለሁበት ሁኔታ እንዲሁም ደግሞ የትምህርት ደረጃ ይወስናል ማለት ነው። እንግዲህ ተማሪ የሚያዳምጠው የሙዚቃ አይነት እና ወታደር የሚያዳምጠው የሙዚቃ አይነት የተለያየ ነው ማለት ነው። ስለዚህ ያለውበት ሁኔታ ይወስነኛል ማለት ነው።

ሰላም ሰላም ጤና ይስጥልኝ እንግዲህ እኔ ብዙ የኔ ጥቅማ ጥቅሞች አሉኝ ማለት ነው ከእነዚህ ጥቅማ ጥቅሞች መካከልም እንግዲህ ዶሮ አረባለሁኝ ማለት ነው። እንዲሁም ደግሞ ፍየልና በግም አሉኝ እነዚህ ፍየልና በጎች የከፍተኛ የሆነ ጥቅማ ጥቅም ይሰጡኛል ለኔ ማለት ነው። ይህ የሆነበትም ምክንያቱም እንግዲህ ፍየልና ዶሮ ወይም ደግሞ ፍየልና በግ በአመት ሁለቴ ስለሚወልዱ የነዚህን ግልገሎች በመሸጥ እንግዲህ ከአመት ሁለት ጊዜ እየሸጥኩ ብራቸውን እጠቀማለሁኝ ማለት ነው። ከእነዚህም በተጨማሪ እንግዲህ ዶሮ አለኝ ይቺ ዶሮ እንግዲህ በቀን አንዳንድ እንቁላል ስለምትጥል በአሁኑ ሰዓት እንግዲህ የእንቁላል ዋጋ እጅግ በጣም በመወደዱ ማለት ነው ከዶሮዋ እንቁላሌ የማገኘው ግቢ በጣም ከፍተኛ ነው። እንግዲህ አስር የሚሆኑ ዶሮዎች አሉ ማለት ነው። እነዚህም አስር ዶሮዎች እንግዲህ በቀን አስር እንቁላል ይጥላሉ ማለት ነው። እናም እነዚህ አስር እንቁላል በቀን ካገኘሁኝ አስሩን እንቁላል በሃያ ብር ስሸጥ ወደ ሁለት መቶ በቀን ገቢ አለኝ ማለት ነው። ይህ በቀን ከሁለት መቶ ያለኝ ገቢ በወር ሲባዛ ወደ ስድስት ሺህ ይደርሳል ማለት ነው። እንግዲህ ደግሞ ከፍተኛ የሆነ ጥቅም ከምትሰጥ የቤት እንስሳ ውስጥ በጣም ከፍተኛውን ደረጃ ትይዛለች ብዬ አምናለሁ። በተለይም ደግሞ ብዙ ገቢ ለሌላቸው ዜጎች ደሮ በጣም አስፈላጊ ናት በምክንያቱም ደሮ እንግዲህ በእለት ከእለት ስለምትወልድ በቀጥ እንቁላሏን በመሸጥ መጠቀም እንችላለን። በግና ፍየል ግን እንግዲህ ረጅም ሰዓት ሊወስዱ ይችላሉ ማለትም። በስድስት ወር አንዴ ስለሚወልዱ እንዲሁም ደግሞ ግልገላቸው እንግዲህ አራት ወር አምስት ወር እስከሚሞላው ድረስ ወደ አመት የሚጠጋ አንድ በግ ለመሸጥ ከአንድ በግ ከወለደችው ወይም ደግሞ ከአንድ ፍየል ላይ ለመሸጥ ወደ አንድ አመት የሚጠቀስ ልንጠብቅ እንችላለን። ነገር ግን ከዶሮ የምናገኘው ጥቅም ግን በቀን በቀን በመሆኑ ደሃ ለሆነ ሰውና ብዙም ገቢ ለሌለው ሰው እንደዚህ አይነት ነገር ቢያደርግ ጥሩ ነው እላለሁ ማለት ነው። ከዚህም በተጨማሪ እንግዲህ ስልኬን በመጠቀም ስማርት ፎን ስላለኝ ይሄን ስማርት ፎን ይሄን በመጠቀም የተለያየ የመስመር ስራ ላይ እሰራለሁ ማለት ነው። እንግዲህ ከዚህ መስመር ስራ ላይ ብዙ ጥቅማ ጥቅሞችን አግኝቼ አውቃለሁ ወደፊትም እየሰራሁ እንዲህ አይነት ጥቅማ ጥቅሞችን ለማግኘት ተግቼ እሰራለሁኝ ማለት ነው። ከዚህም በተጨማሪ እንዲሁም ደግሞ ከምሰራበት ስራ ላይ ማለት ነው። አለቆቼ እንግዲህ የተለያየ ስራ ስለምሰራ ማለት ነው። የተለያየ ጥቅማ ጥቅም ወለድ የመሳሰሉት ነገሮች እንዲሁም ደግሞ ሰዎቼን አገናኛለሁ ማለት ነው። ሲሸጡና ሲገዙ ስለማገናኝ ከነዛ ሰዎች ላይም በፐርሰንት ተቆርጦ የተወሰነ ገቢ ለኔ ይሰጠኛል ማለት ነው። እንግዲህ ይሄ ጥቅማ ጥቅም በቀን እስከ ሶስት መቶ ነው እስከ አራት መቶ የማገኝበት ጊዜ አለ ማለት ነው። የሲሰላ እንግዲህ ከፍተኛ የሆነ ገቢ ነው ብዬ አስባለሁ። እንግዲህ በወር ወደ ዘጠኝ ሺህ የሚጠጋም ገንዘብ እንግዲህ ጥቅማ ጥቅሞችን አገኛለሁ ማለት ነው። እና ሁሉም ሰው እንግዲህ ብዙ አይነት ጥቅማ ጥቅሞች ሊኖሩት ይችላሉ እንዳለበት አካባቢ እንደሚሰሩ ሁኔታ እና እንዳለው የጊዜ እርዝማኔ እንግዲህ ሰው የተለያየ ጥቅማ ጥቅሞች ሊኖሩት ይችላሉ ማለት ነው። እና ይሄን ጥቅማ ጥቅም በተግባሩ እንደ አከናወነ ሁሉ በደንብ ሊጠቀምና ሊያስቀምጥ ያስፈልጋል ማለት ነው። ምክንያቱም ጥቅማ ጥቅሞች ቢኖሩም እኛ አባካኝ ከሆነ ይህንን ነገር ማስቀመጥ ካልቻልን ገንዘቡ እንደዚሁ ስለሚጠፋ በጣም አስቸጋሪ ይሆናል ማለት ነው። እናም ሁሉም ሰው እንግዲህ ሊቆጥብና ሊያስቀምጥ ይገባል ማለት ነው። ጥቅማ ጥቅሞችን በቁጠባ መጠቀም አለብን ማለት ነው። ይሄንን ካልቻልን ግን እጅግ በጣም አስፈላጊ ስለሆነ ይህንን ማድረግ ካልቻልን በጣም ችግር ላይ ነው የምንወድቀው ማለት ነው። እነዚህ ጥቅማጥሞች በአጋጣሚ ቢጠፉ እኛ ችግር ውስጥ እንወድቃለን ማለት ነው። ይህ እንዳይሆን እንግዲህ ሁላችንም ያለንን ጥቅማ ጥቅሞች በመጠቀም የተለያየ ነገር ለነዛ ተጨማሪ የሚሆንን ስራ ቋሚ የሆነ ነገር ልናበጅ ይገባል ማለት ነው። እና ጥቅማ ጥቅም እንግዲህ በብዙ መንገድ ሊገኝ ይችላል ማለት ነው። ይህ ጥቅማ ጥቅም ግን ለተለያዩ ተግባሮች ስናገኝ ይህንን ጥቅማ ጥቅም እንግዲህ በደንብ አድርገን ልንጠቀም እንችላለን። እንዲሁም ደግሞ ከጓደኞቼም ጥቅማ ጥቅም አገኛለሁ። ከጓደኞቼ እንዲህ አይነት ጥቅማ ጥቅም አገኛለሁ ከተባለ እንግዲህ ጓደኞቼ ነጋዴዎች ከመሆናቸው የተነሳ እነዚህን ጓደኞቼን እርስ በእርስ በማገናኘት ማለት ነው። በገበያው ዘርፍ ከእነሱ ላይ በፐርሰንት ወይም ደግሞ ከሸጡበት እቃ ላይ አሥር ፐርሰንት ወይም ደግሞ አምስት ፐርሰንት ለኔ ስለሚሰጡኝ ይህንን እንግዲህ እንደ ጥቅማ ጥቅማ ቆጥሬ ስራዬን ጠንክሬ እየሰራሁ ነው ማለት ነው። እና ሰው እንግዲህ ጥቅማ ጥቅም ሊኖረው ይገባል ማለት ነው። ጥቅማ ጥቅሙ ከሌለን ለመኖር እጅግ በጣም አዳጋች ነው። በተለይም ደግሞ የወርቅ ገቢ የማይኖረን ከሆነ የግድ ጥቅማ ጠብቀን ተጠብቀን የሆነ ስል

ኦኬ ሰላም፣ ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እጅግ በጣም ደህና ነኝ። እንግዲህ ጥያቄ ለመመለስ ወደዚህ መጥቻለሁ ማለት ነው። ጥያቄውም ኢሜል ትጠቀማለህ? ይላል ማለት ነው። አዎ ኢሜል እጠቀማለሁ። እንግዲህ ኢሜል መጠቀም ማለት እንግዲህ በመጀመሪያ ኢሜል ለመጠቀም ብዙ ነገሮች ያስፈልጋሉ ማለት ነው። በመጀመሪያ ደረጃ እንግዲህ ስማርት ፎን ሊኖረን ይገባል ማለት ነው። ወይ ተች ስልክ ከሌለን ኢሜል ለመጠቀም አንችልም። ለምሳሌ በተን ስልኮች ከሆኑ ወይም ደግሞ ጠቅ ጠቅ ስልኮዬ ከሆኑ ኢሜል ለመጠቀም አይቻልም ማለት ነው። ይሄን ኢሜል ለመጠቀም እንግዲህ የግዴታ ስማርት ፎን መኖር ያስፈልጋል ማለት ነው። እናም እኔ ስማርት ፎን ስላለኝ ኢሜል አለኝ ማለት ነው። እንግዲህ ኢሜል፤ ሶስት የሚሆን ኢሜል አለኝ ማለት ነው። በነዚህም በሶስት ኢሜሎች እንግዲህ የተለያየ ስራ እና ተግባራትን አከናውናለሁ ማለት ነው። እንግዲህ ኢሜል ከሌለን ስራዎችን ለመስራት አንችልም ማለት ነው። እንግዲህ በኢሜል ነው ማለት ነው ይህንን ስራ እየሰራሁ ያለሁትም በኢሜልህ ተጠቅሜ ነው ማለት ነው። እና ሁሉም ሰው ኢሜል ካለው ይሄንን ኢሜል ተጠቅሞ የተለያየ ስራ ሊያቀናውል ይችላል ማለት ነው። ኢሜል ከሌለ ግን የፈለግነውን ስራ ለመስራት በጣም አስቸጋሪ ይሆናል። እንግዲህ ኢሜል ለመጠቀም ፎቶ ልንላላክ እንችላለን፤ እንዲሁም ደግሞ ኢሜል በመጠቀም የተለያዩ ንግዶችንም ማከናወን የሚቻለው በኢሜል ነው ማለት ነው። ኢሜል ከሌለን ግን እነዚህን ተግባራት ማከናወን አንችልም ማለት ነው። እናም እንግዲህ ኢሜል ሁላችንም ልንከፍት ያስፈልጋል ማለት ነው። እንግዲህ ኢሜል ለመክፈት ብዙ አይነት ስራዎች ወይም ደግሞ ብዙ አይነት ሙያ ሊያስፈልገን ይችላል ማለት ነው። ማንኛውም ሰው በቀላሉ ኢሜል መክፈት አይችልም። እንግዲህ በመጀመሪያ ኢሜል ለመክፈት የሚያስፈልጉ ነገሮች አሉ ማለት ነው። የመጀመሪያው እንግዲህ በመጀመሪያ ደረጃ ኔትወርክ መኖር አለበት ማለት ነው። ከዚህም በተጨማሪ፣ ከኔትወርክ በተጨማሪ እንግዲህ ዳታ ወይም ደግሞ ዋይፋይ ሊኖረን ይገባል። ይህ ከሌለ ኢሜሉን ማግኘት አንችልም ማለት ነው። እና ኢሜል ብዙ ጠቀሜታዎች ያሉት በመሆኑ ሁሉም ሰው ኢሜል ሊኖረው ይገባል ማለት ነው። እንግዲህ ሁሉም ሰው ማለት፤ ማለቴ፤ እንግዲህ ትንሽ የተማረው ማህበረሰብ በተለይ ደግሞ ኢሜል አለው ማለት ነው። በዚህ ኢሜል አድሬስ ወይም ደግሞ መድረ አድራሻ የፈለግነውን መረጃ በቀለሉ መለዋወጥ እንችላለን ማለት ነው። ለምሳሌም ደግሞ እንግዲህ ዶላር ለመሸጥ፣ ለመግዛት ኢሜል አድሬስ፤ ወይም ደግሞ የኢሜል አድሬሻ ያስፈልጋል ማለት ነው። እና ሁሉም ሰው ኢሜል መክፈት በጣም ጥሩ ነው ማለት ነው። የተለያዩ መረጃዎችን ለመለዋወጥ፣ የተለያዩ መረጃዎች ላይ ገብቶ ለማየት የኢሜል አድራሻ ስለሚያስፈልግ ኢሜል በጣም አስፈላጊ ነው። እናም እኔ ኢሜል አለኝ ማለት ነው። ለምሳሌ ጓደኞቼ ኢሜል አላቸው ማለት ነው። አንደኛው ጓደኛዬ አራት የሚሆን ኢሜል አለው ማለት ነው። ይሄ ኢሜል በመኖሩ እንግዲህ የተለያዩ ስራዎችን አንዳንድ ስራዎች፣ ኢሜል ብቻ የሚጠይቁ አይፒ አድሬስ የማይጠይቁ በመሆናቸው በእነዚህ ኢሜል በመጠቀም ብዙ ስራዎችን መስራት ችለዋል ማለት ነው። አንዳንድ ስራዎች ግን በአንድ ስልክ አንድ የሚል ብቻ ስለሚቀበሩ ማለት ነው፤ አንድ ስራ ብቻ እንድንሰራ ያደርጋሉ። ነገር ግን አንዳንድ ስራዎች በብዙ ኢሜል ብዙ መስራት ስለሚቻል ብዙ ኢሜል መኖሩ በጣም አስፈላጊ ነው ማለት ነው። ይሄም ደግሞ እንግዲህ አንዱ ኢሜል ቢዘጋብን ሌላኛው ኢሜል እንደ መጠባበቂያ ስለሚያገለግለን፤ አንድ ብቻ ሳይሆን ሁለት፣ ሶስት ወይም ደግሞ እስከ አራት ድረስ ኢሜል ሊኖረን ይገባል ማለት ነው። አብዛኛውም ሰው አዎ እንደዚህ አለው። እንግዲህ በተለይ ተማሪ በምንሆንበት ጊዜ የተለያዩ ነገሮች የሚለቀቁልን፤ የተለያዩ መረጃዎች የሚለቀቁልን፤ በኢሜል ነው ማለት ነው። ለምሳሌ ብናይ ውጤት አሁን የሚለቀቅልን፣ ውጤታችን እና ግሬዳችን የሚለቀቅልን በኢሜላችን ነው ማለት ነው። እንግዲህ በኢሜላችን ስለእኛ ብዙ መረጃዎች፣ እኛን የተመለከቱ መረጃዎች በኢሜላችን ይላኩልናል ማለት ነው። ከዚህም በተጨማሪ እንግዲህ የሆነ የቢሮ ስራ ላይ የምንቀጠር ከሆነ በኢሜላችን ልዩ ልዩ ነገሮች ይላኩልናል ማለት ነው። እናም ይሄንን ኢሜል በመጠቀም እነዚህን ነገሮች ማግኘት እና ተዳራሽ መሆን እንችላለን ማለት ነው። እና ኢሜል ብዙ ጠቀሚታዎች አሉት። ለምሳሌ አሊ ኤክስፕረስ የሚባል አንድ ስራ አለ ማለት ነው፤ እሱም እቃ መግዛት ነው። ይሄን እቃ ስንገዛ እንግዲህ የኢሜል አድሬሳችንን ወይም ደግሞ የኤሜል አድራሻችንን በመጠቀም ነው ማለት ነው። እንግዲህ ኤሜል አድራሻችንን በመጠቀም እኔ ለምሳሌ ኤርፎን ገዝቻለሁ ማለት ነው። ይህም የሚካሄደው በመስበር ላይ ስለሆነ ኢሜል የግዴታ ያስፈልጋል ማለት ነው። እኛ ሄደን እቃውን መግዛት አይጠበቅብንም። ይልቅስ የኢሜላችንን በመጠቀም፤ ብሩን በመክፈል ማለት ነው ነው። እንግዲህ በኢሜላችን እቀው ሲደርስም በስልክ ወይም ደግሞ በኢሜል ተደውሎ፤ ወይም ኢሜላችን ላይ

ሰላም ሰላም ጤና ይስጥልኝ እንግዲህ ዋና ሀላፊነቶች ይህ ምንድን ናቸው ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ የኔ ሀላፊነት በእርግጥ ሰው የራሱ የሆነ ብዙ ሀላፊነቶች ሊኖሩት ይገባል ማለት ነው። የግል ሀላፊነቶች እንደውም ደግሞ የቤተሰብ የሀገር ሀላፊነቶች አሉብን ማለት ነው። ከእነዚህም ስነሳ እንግዲህ የግል ሀላፊነቴ ትምህርቴን በጥሩ ሁኔታ በማጠናቀቅ ጥሩ ውጤት በማስመዝገብ ጥሩ ደረጃ ላይ መድረስ ነው ማለት ነው። እንግዲህ ይሄ ሀላፊነቴ የግል ሀላፊነቴ ነው ማለት ነው ይህን ማድረግ ካልቻልኩ ሀላፊነቴን አልተወጣሁም ማለት ነው። እንግዲህ ሀላፊነት ማለት እኛ ልንወጣው የምንችለው ራሳችን ማከናወን የሚጠበቅብን ከእኛ የሚጠበቅ ነገር ማለታችን ነው። እናም እንግዲህ ይሄንን ከእኛ የሚጠበቅብን ነገር ሀላፊነቶቻችንን ሙሉ በሙሉ መውጣት ይጠበቅብናል ማለት ነው። ምክንያቱም ሀላፊነትን መወጣት በጣም ወሳኝ የሆነ ነገር በመሆኑ። ሀላፊነት ማለት እንግዲህ ከእኛ የሚጠበቅ እኛ ማድረግ ያለብን ነገር ነው ማለት ነው። እና ይሄን ሀላፊነት ልንተገብረውና ልናከናውነው የሚገባ ነገር ነው ማለት ነው። ስለዚህ ሀላፊነት ማድረግ ሀላፊነታትን መወጣት ከሁላችንም የሚጠበቅ ተግባር በመሆኑ። ሀላፊነቴን ልወጣ እችላለሁ ማለት ነው መወጣት ይጠበቅብኛል ማለት ነው። ሀላፊነትን ለመውጣት የግዴታ መስራት ስራዬን በአግባቡ ወይም ደግሞ ያለብኝን ሀላፊነት በአግባቡ መተግበርና እና ማከናወን መቻል ይኖርብኛል። እንግዲህ ሀላፊነትን መወጣት ከትልቅ ሰው የሚጠበቅ ወይም ደግሞ መልካም ሰው ከሚባል ሰው የሚጠበቅ ነው ማለት ነው። ራስን ለመቻል እንግዲህ ሀላፊነትን ለመውጣት አማራጭ የሌለው ተግባር በመሆኑ ይህን ሀላፊነትን ለመውጣት እንግዲህ ከፍተኛ የሆነ ጥረትን አደርጋለሁ ማለት ነው። ከዚህም በተጨማሪ እንግዲህ በቤተሰቦቼን የመርዳት ሀላፊነት አለብኝ ማለት ነው። ቤተሰቦቼ ደካማ እንደ መሆናቸውም መጠን የነሱን ልብስ የማጠብ ሊሆን ይችላል የተለያየ ስራዎች ወደኋላ በሚቀሩበት ወይም ደግሞ ስራ መስራት ካለብኝም ያነዛን ስራዎች በመሄድ ስራዎችን ማከናወን ይኖርብኛል ማለት ነው። እንግዲህ እንዚህን ማድረግ ከእኔ የሚጠበቁ ሀላፊነቶች ናቸው ማለት ነው። ሁሉም ሰው የራሱ የተለያየ ሀላፊነት አለበት ማለት ነው እንደሚሰራው የስራ አይነት የተለያየ ሀላፊነቶች ሊኖርበት ይችላል ማለት ነው። ይሁን እንጂ የተለያየ ሀላፊነት ቢኖሩም ሁሉም ሰው የተለያየ ሀላፊነቶቹን በአግባቡና በደንብ ሊወጣ ይገባል ሀላፊነትን ካልተወጣን እንግዲህ ብዙ ችግሮች ሊከሰቱ ይችላሉ ማለት ነው። ለምሳሌ በስራው ቦታ ላይ ያሉ ሀላፊነቶችን መወጣት ካልቻልን ከስራችን ልንፈናቅል እንችላለን ማለት ነው። እንዲሁም ደግሞ ስራችንን በአግባቡ ባለመስራታችን ምክንያት በስራችን ላይ ችግር ሊፈጠር ይችላል። ችግሩም እንግዲህ ስራችን ሊበላሽ ይችላል ማለት ነው። ይሄ የስራ መበላሸት ደግሞ ባለንበት የስራ ቦታ ላይ ከፍተኛ የሆነ ውድመትን በማድረስ በእኛ ላይም እንዲሁ ከፍተኛ ኪሳራን ሊያደርስብን ስለሚችል። ያለንበት ቦታ ላይ ሀላፊነታችንን መወጣት ከእያንዳንዳችን የሚጠበቅ ጉዳይ እና ተግባር በመሆኑ ሁላችንም ሀላፊነትን ልንወጣ ይገባል ማለት ነው። ስለዚህ ሀላፊነት የሁሉም ሰው ሀላፊነት አለበት ማለት ነው። ከትንሹ ብንነሳ ለምሳሌ ራስን የመጠበቅ ሀላፊነት አለብን ማለት ነው። ራስን የመጠበቅ ሀላፊነት ስንል እንግዲህ ይህ ሀላፊነት በዋናነት እኛ ራሳችንን ከተለያዩ ጉዳቶች መጠበቅ ራሳችንን በሽታን ከሚያጋልጡ ነገሮች ራሳችንን መጠበቅ ይኖርብናል ማለት ነው። ከዚህም በተጨማሪ እንግዲህ ራሳችንን መጠበቅ ስንል የራሳችንን ንብረት ሊሆን ይችላል ማለት ነው። እና እነዛን ንብረቶችን ከውድመት መጠበቅ ከእኛ ከእያንዳንዱ ሰው የሚጠብቅ ሀላፊነት ነው ማለት ነው። እና ሀላፊነታችንን እንግዲህ እንደዚህ አይነት ሁኔታ ልንወጣ ይገባል ማለት ነው። ሁሉም ሰው ሀላፊነቱን መተግበር ግዴታ ስለሆነ ሀላፊነትን መወጣት ከምንም በላይ መደረግ ያለበት ጉዳይ ነው ማለት ነው። እንግዲህ ሀላፊነቱን የማይወጣ ሰው ሰነፍ እና ደካማ ተብሎ ይሰየማል ማለት ነውናም ሀላፊነቱን የማይወጣ ሰው ከሆነ ከስራም ተባሮ እንግዲህ የሚበለው የሚጠጠው ሊያጣ ይችላል። ከዛም አልፎ እንግዲህ ይህ ከስራ የተባረረ ሰው የተለያዩ በሽታ ላይ ሊወድቅ ይችላል ማለት ነው። ምክንያቱም እንግዲህ ራስን መጠበቅም አንዱ ሀላፊነት ስለሆነ ማለት ነው። እንግዲህ ከተለያዩ በሽታዎች ራስን መጠበቅም ይህ የግል ሀላፊነት ወይም ደግሞ በራሳችን ልንሰራው የሚገባና ከእኛ የሚጠበቅብን ሀላፊነት ከሆኑት ውስጥ አንዱ ነው ማለት ነው። ሀላፊነትን መጠበቅ በጣም አስፈላጊ በመሆኑ ሁላችንም ይህንን ልንገነዘብ ይገባል ማለት ነው። እናም እንግዲህ ከእኔ ለምሳሌ ስነሳ እንደነገርኳችሁ ስራዎችን በአግባቡ የመስራት ቤተሰቦችን የመንከባከብ እንዲሁም ደግሞ የተለያዩ ነገሮችን በሰአቱ ማከናወን ከእኔ የሚጠበቁ ሀላፊነቶች ናቸው ማለት ነው። ሀላፊነት የተለየ

ሰላም ሰላም ጤና ይስጥልኝ እንግዲህ ቤተሰብ ምን ያህል ጊዜ ይሰባሰባል የሚለውን ጥያቄ ለእናንተ ለመመለስ ስለምወድ እንግዲህ በደስታ ይህንን ለመመለስ እወዳለሁ ማለት ነው። ቤተሰብ ምን ያህል ጊዜ ይሰባሰባል የሚለው ጥያቄ እንግዲህ ቤተሰብ እንደየሁኔታዎች ይሰባሰባሉ ማለት ነው። አንዳንድ ጊዜ ያልታሰቡ ነገሮች ወይም ደግሞ ጥሩ ወይም ደግሞ መጥፎ ነገር ወይ ሲከሰቱ እንግዲህ ቤተሰብ ሊሰባሰብ ይችላል ማለት ነው። ቤተሰብ መሰባሰብ ማለት እንግዲህ በተለያየ ቦታ ላይ ያለ የቤተሰብ ሊሆን ይችላል እንዲሁም ደግሞ በአንድ ቤት ውስጥ የምንኖር ቤተሰቦች ተሰባስበል ለተለያዩ ርዕሰ ጉዳዮች የምናደርገው። ሲሰብሰባ ወይም ደግሞ የምናደርገው በአንድ ላይ ተቀምጠን የምንወያየው የውይይት አይነት ማለታችን ነው ማለት ነው። እንግዲህ ቤተሰብ በሳምንት አንድ ጊዜ ወይም ደግሞ ሁለቴም ሊሰባሰብ ይችላል ማለት ነው። የሚሰባሰብበት እንግዲህ ብዙ ተግባራት ወይም ደግሞ አላማዎችን ሊኖሩ ይችላሉ ማለት ነው። ከነዚህ ተግባራት መካከል እንግዲህ ስለ ቤተሰቡ አጠቃላይ ሁኔታ ለመወያየት ቤተሰብ ስብሰባ ሊያካሂድ ይችላል ማለት ነው። እንግዲህ ይህንን የምንሰባሰብበት ምክንያት ቤተሰቡ በመላ አይነት ሁኔታ መጓዝ እንዳለበት እንዲሁም ደግሞ ልጆቹ ምን ምን ስራ ማን ምን ማድረግ እንዳለበት ለመወያየት ቤተሰብ ሊሰባሰብ ይችላል ማለት ነው። ከዚህም በተጨማሪ እንግዲህ ቤተሰብ የሚሰባሰብበት ለምሳሌ በቤት ውስጥ ጥል ከተፈጠረ እንግዲህ ልጆች ከተጣሉ እርስ በእርሳቸው ባለ በሆነ ነገር መግባባት ካልተፈጠረ ቤተሰብ ተሰባስቦ እንግዲህ ያንን ጉዳይ ለመፍታት በአንድ ላይ ተሰብስቦ ውይይት ያደርጋል ማለት ነው። እናም እንግዲህ ይህንን ለመፍታት መሰባሰብ በጣም የወሰኝ ነገር ነው ማለት ነው። እንግዲህ ቤተሰብ በተለያዩ ምክንያቶች ይሰባሰባል ብለናል። እንዲሁም ሌላ ጊዜ ደግሞ አመት ባል ወይም ደግሞ የተለያዩ ክብረ በዓል በሚሆንበት ይሄ ቤተሰብ ተሰባስቦ የደስታውን በአንድ ላይ ሊያከብር ይችላል ማለት ነው። እንግዲህ ይህንን ደስታ ለማክበር ቤተሰብ ተሰባስቦ የተለያየ ነገር በግ ታርዶ ወይም ደግሞ በሬም ታርዶ ሊሆን ይችላል። ወይም ደግሞ ሌላ ሌላ ነገር ጠላም ተበጥብጦ ቡናም ተፈልቶ ዳቦ ተቆርሶ ቆሎም ተቆልቶ ተቀርቦ እነዚህን ነገሮች በጋራ በመብላት ቤተሰብ ስተባሰቡ ያንን በዓላት ሊያሳልፍ ይችላል ማለት ነው። ከዚህም በተጨማሪ እንግዲህ ቤተሰብ በሀዘን ጊዜም ይሰባሰባል ማለት ነው። እንግዲህ ቤተሰብ በተለያየ ምክንያት በተለያየ ሀገር እና ቦታ ሊኖር ይችላል ማለት ነው ነገር ግን በቤተሰቡ ላይ እንግዲህ ደስታ ወይም ሀዘን በሚከሰትበት ጊዜ ብለናል። ይህ ቤተሰብ ሊሰባሰብ ይችላል ለምሳሌ በሀዘን ጊዜ። ከቤተሰቡ ወይም ደግሞ ራቅ ያለ ዘመድ ሊሆን ይችላል ብባ አጋጣሚ ቢታመምብን ማለት ነው። በዚህን ጊዜ ቤተሰቡ ተሰባስቦ ያንን ሰውዬ ሊጠይቀው ይችላል ማለት ነው። እንዲሁም ደግሞ ያ ሰውዬ ከፍተኛ የሆነ ህመም ታሞ ህልፈተ ህይወት ወይም ደግሞ ቢሞትና በአምላኩ ጠርቶ ወደ ሰማይ ወይም ደግሞ በሞት ከዚች ምድር ቢለይ ያ ቤተሰብ ተሰባስቦ ያ ሀዘን ጊዜውን በአንድ ሊያሳልፍ ይችላል ማለት ነው። እንግዲህ ቤተሰብ የሚሰባሰብበት ብዙ ነገሮች አሉ ብለናል ማለት ነው። ከዚህም በተጨማሪ እንግዲህ የቤተሰብ የሚሰባሰብባቸው ምክንያቶች ወደ ተለያዩ ጉዞ ለማድረግ ሊሆን ይችላል ማለት ነው። ይህ ጉዞም እንግዲህ መንፈሳዊ ጉዞ ሊሆን ይችላል ማለት ነው። ይህ መንፈሳዊ ጉዞን ለመከናወን እንግዲህ በቤት ውስጥ ያሉ እናት አባት እንደውም ደግሞ ልጅና እህት ወንድሞች በአንድ ላይ ተሰባስበው ይህን መንፈሳዊ ጉዞ ሊያደርጉ ይችላሉ ማለት ነው። ከዚህም በተጨማሪ እንግዲህ እዚህ መንፈሳዊ ጉዞ ሲያደርጉም ከቤተሰብ ተሰባስቦ በአንድ እንደሆነው ጉዞ ያደርጋሉ ማለት ነው። ከዚህም በተጨማሪ እንዲሁም ቤተሰብ ደግሞ የተለያዩ ቦታዎች መዝናኛ ቦታዎች ላይ ለመሄድ ቤተሰብ ሊሰባሰብ ይችላል የተለያዩ ሙዚየሞች ላይ ለመሄድ ለምሳሌ ቤተሰብ ተሰባስቦ በአንድ ሽርሽር ሊወጣ ይችላል ማለት ነው። እና ቤተሰብ የሚሰባሰብባቸው ብዙ ተግባራት እና አላማዎች ሊኖሩ ይችላሉ ማለት ነው። ከእነዚህም መካከል አሁን የጠቀስኳቸው ዋና ዋናዎቹ ናቸው ማለት ነው። እንግዲህ ቤተሰብ የሚሰባሰብባቸው እንደ ቤተሰቡ ሁኔታና እንደ ቤተሰቡ አይነት ሊለያይ ይችላል ማለት ነው። በተለይ እንዲህ አይነት መሰብሰቦች የሚኖሩ ከተማ የሚኖሩና የተማሩ የቤተሰብ ማህበረሰብ ካለ ማለት ነው። እነዛ እንግዲህ በቀን ወይም ደግሞ በሳምንት ወይም ደግሞ ከቀን ከሁለት ቀን አንድ ጊዜ ስብሰባ ሊያካሂደው ይችላሉ ማለት ነው። እና የቤተሰብ መሰባሰብ እንግዲህ እንደየቤተሰቡ ሊለያይ ይችላል ማለት ነው። እንዲሁም ደግሞ ተወር አንድ ጊዜ የሚሰበሰብም ሰው ሊኖር ይችላል ማለት ነው። እንዲሁም ደግሞ እንዲሁም ስብሰባ የሚያደርግ የተለያየ ኬዝ ካልቀጠመው ወይም ደግሞ ችግር ካልቀጠመው በስተቀር ምንም አይነት መሰባሰብ የሚያደርግ ቤተሰብ ሊኖር ይችላል ማለት ነው። የኛ ቤተሰብ ግን ከሳምንት አንድ ጊዜ የግዴታ ሰብሰባ ያካሂዳል

ሰላም ሰላም ጤና ይስጥልኝ እንግዲህ የተጠየቅኩትን ጥያቄ መመለስ ፈቃደኛ ነኝ ማለት ነው የተጠየኩም ጥያቄ እንግዲህ የምትወደው ቀለም ምንድን ነው የሚል ነው ማለት ነው። እንግዲህ እኔ ብዙ አይነት ቀለማትን እወዳለሁ ማለት ነው ከእነዚህ ቀለማትም እንግዲህ ብዙ አይነት በጣም ወደ ሰባት የሚደርሱ ዋና ቀለማት አሉ ማለት ነው። ከነዚህም በተጨማሪ እንግዲህ ከዋና ቀለማት ወይም ደግሞ መስራች ቀለማት ከሚሉት በተጨማሪ እጅግ በጣም እኛ ከማናውቃቸው በላይ በጣም በርካታ የሆኑ ቀለማት አሉ። ከእነዚህም መካከል እኔ በጣም የምወዳቸው ቀለማቾች እንግዲህ አረንጓዴ ቢጫ ቀይ የሚሉ ቀለማትን በጣም አድርጌ እወዳለሁ ማለት ነው። እነዚህ ቀለማት እንግዲህ ሳያቸው በጣም ድምቅ ያሉ በመሆናቸው ቀልቤን ይስቡታል ማለት ነው። ከዚህም በተጨማሪ እንግዲህ እነዚህ ቀለማት የሀገራችን የባንዲራ ቀለም በመሆናቸው እነዚህን ቀለማቶች እንግዲህ በጣም እንድወዳቸው ምክንያት ሆኖኛል ማለት ነው። ከእነዚህ ቀለማት መካከል እንግዲህ እያንዳንዳቸውን ስናይ የሚወክሉት ነገር አለ ማለት ነው። ለምሳሌ ብንወስድ አረንጓዴው የሚያመላክተው እንግዲህ እንደኛ ሀገር ባንዲራ ሁኔታ አረንጓዴው የሚወክለው ልምላሜን የሚያሳይ ነገር ነው ማለት ነው። እንግዲህ ይህ አረንጓዴ ቀለም በህብረተሰብ ትምህርታችን ላይ ደግሞ እንደሚያመላክተው ከሆነ ደን ወይም ደግሞ የእጽዋት ሽፋንን የሚያሳይ ነው ማለት ነው። እና ይሄን አረንጓዴ ከለር በጣም እወደዋለሁ ይህ አረንጓዴ ቀለም የሚመቸኝ ነው ማለት ነው። በሁለተኛ ደረጃ ቀይ ቀለም ቀይ ቀለም እንግዲህ በባንዲራችን ትን ተረጉመው ጀግኖች የኢትዮጵያ ጭግኖች እና አርበኞች አባቶች እህቶች እና ወንድሞች ሀገራቸውን ሉዓላዊነት ለማስጠበቅ ብለው እንግዲህ የተለያዩ መስዋዕትነትን የከፈሉትበት በመሆኑ ያፈሰሱትን ደም የከሰከሱትን አጥንት የሚያሳይ ነው ማለት ነው። ሌላው እና ሁለት ሶስተኛው ቀለም ደግሞ ቢጫ ቀለም ነው እንግዲህ ይህ ቢጫ ቀለም በጣም ደስ የሚለኝ የቀለም አይነት ነው ማለት ነው። ይሄ ቀለምም እንግዲህ የሚያሳየው በኢትዮጵያ ላይ የነበሩ ያሉ ሰዎች ማለት ነው ወደፊት ያላቸውን የብሄር ብሄረሰቦች የብሩህ ተስፋ ምልክት በመሆን ያሳያል ማለት ነው። ይህ እንግዲህ የኢትዮጵያ ብሄር ብሄረሰቦች እና ህዝቦች ወደፊት ተባብረው በመስራት እና የተለያዩ ነገሮችን በማከናወን ከኢትዮጵያ ሀገራችን ከፍተኛ ቦታ ላይ ትደርሳለች ብለው የሚያስቡትን የሚያቅዱትን ተስፋ እና እምነት የሚያሳይ ነው ማለት ነው። እንግዲህ ከእነዚህ ከለሮች በተጨማሪም ወይም ደግሞ ይህ ቢጫ የምንለው ቀለም በህብረተሰብ ላይ የሚያሳየው እንግዲህ አምባ ምድሮች ወይም ደግሞ ከፍተኛ ቦታዎችን ያሳያል ማለት ነው። ቀይ ቀለም ደግሞ ትላልቅ የመስመር ወይም ደግሞ ትላልቅ መስመሮችን ወይም ደግሞ ጎዳናዎችን አውራ ጎዳናዎችን ያሳየናል ማለት ነው። እናም ቀለሞች እንግዲህ የተለያየ ተግባራት አላቸው ከዝም በተጨማሪ እንግዲህ ቀለሞች ውበትን እና የተለያዩ ጌጣጌጦችን ለመስራት ወይም ደግሞ ነገሮችን ለማስዋብ በጣም አስፈላጊ ናቸው ማለት ነው። እንግዲህ እነዚህ ቀለማት ለምሳሌ ብንወስድ ቤት ውስጥ የተለያዩ ዶርሞች ሊሆኑ ይችላሉ ወይም ደግሞ የተለያዩ የመስሪያ ቤቶች የተለያየ ቀለም አላቸው ማለት ነው። ለምሳሌ ብንወስድ ሆስፒታሎች እና ሀኪም ቤቶች ክሊኒኮች በነጭ ቀለም እያሸበረቁ ናቸው ይህም እንግዲህ ነጭ ቀለም የሆስፒታል ምልክት ነው። ከዚህም በተጨማሪ እንግዲህ ነጭ ቀለም ስጋ ቤትንም ያሳያል ማለት ነው። እና ቀለሞች እንግዲህ የራሳቸው የሆነ ከውበትም በዘለለ የራሳቸው የሆነ ትርጉም እና ውክልና አላቸው ማለት ነው። እንግዲህ ከዚህም በተጨማሪ እንግዲህ ሌሎችን ቀለማትንም እወዳለሁ ለምሳሌ ነጭ ቀለም በጣም ደስ ይለኛል ነጭ ቀለም እንግዲህ የደስታ ምልክት የደስታ ምልክት ነው ማለት ነው። እና ይህን ነጭን ቀለምም እወደዋለሁ ማለት ነው። ምክንያቱም ነጭ ቀለም ደስታን ስለሚወክልልኝ እንግዲህ ደስታን ሁሉም ሰው ይወዳል ማለት ነው። እና ደስታን ስለምወድ ይህ ነጭ ቀለም ደስታን ስለሚወክልልኝ ነጭ ቀለሙን በጣም አድርጌ እወደዋለሁ ማለት ነው። እና እናንተም ደግሞ የራሳችሁ የሆነ የቀለም ምርጫ ይኖራችኋል ማለት ነው። እና ሁሉም ሰው የተለያየ የራሱ የሆነ የቀለም ምርጫ አለው ማለት ነው። የኔ የቀለም ምርጫ እንግዲህ ነጭ ነው። ከዚህ አንፃር ማለት ነው ጥቁር ቀለም ደግሞ የሚወክልልን ሀዘንን በመሆኑ ጥቁል ቀለም በጣም ያስጠላኛል ማለት ነው። ጥቁል ቀለም አልወድም ማለት ነው። እና በዋናነት እንግዲህ የምወዳቸው ከቀለሞች ውስጥ እነዚህን የጠቀስኳቸውን አራት ቀለሞች በጣም አድርጌ እወዳለሁ ማለት ነው። ነጭ ቀለም አረንጓዴ ቀለም እንዲሁም ደግሞ ሰማያዊ ቀለም እንዲሁም እንዲሁም ደግሞ የቢጫ ቀለም በጣም አድርገው ደስ የሚሉኝ ቀለማትስ ናቸው ማለት ነው። እና ቀለማት ሁሉም ሰው በየራሱ

እሺ ሰላም ሰላም ጤና ይስጥልኝ እንግዲህ አዲስ አመትን እንዴት ታከብራለህ ለሚለው ጥያቄ ምላሽ ለመስጠት እወዳለሁ ማለት ነው። እንግዲህ አዲስ አመት እንደየአካባቢው የተለያየ ቢሆንም እኛ አካባቢ ላይ እንግዲህ አዲስ አመትነው የማከብረው ነጭ ልብስ በመልበስ የተለያዩ የክት ልብሶችን በመልበስ በጣም በደስተኛ ደስተኛ በሆነ መልኩ አዲስ አመትን ማክበር እወዳለሁ ማለት ነው። እፈልጋለሁ እንዲሁም አከብራለሁ። ይህም ማለት እንግዲህ አዲስ አመት ማለት ወደፊት ለምናቅደው ነገር በአዲስ ህይወት በአዲስ እቅድ በአዲስ አስተሳሰብ እና በአዲስ ተስፋ። አዲስ አመትን ተቀብለን በአዲስ አመት እንግዲህ የተለያዩ እቅዶችን በመውጣት በዚህ አመት እነዚህን ማከናወን አለብኝ ብለን የምንነሳበት ማለት ነው። እና አዲስ አመትን ሳከብር እንግዲህ በጣም በደስተኛ ሆኜ ነጭ ልብስን በመልበስ አዲስ አመትን አከብራለሁ። ይህን አዲስ አመትን ለማክበር እንግዲህ ብዙ ነገሮችን አከናውናለሁ ማለት ነው። ለምሳሌ የአዲስ አመት ጊዜ በግ በማረድ ወይም ደግሞ ፍየል በሬ ሊሆን ይችላል ማለት ነው። እንደየአቅማችን እኛ ግን ብዙ ጊዜ የምናርደው በግ ነው ማለት ነው። ምክንያቱም ቤተሰብ ፍየል አይወዱም ማለት ነው። እና በግ በማረድ ይሄን አዲስ አመት በደማቅ ሁኔታ ከቤተሰቦቻችን ጋር በመሰባሰብ ይህን አዲስ አመት እናከብራለን ማለት ነው። ይህን አዲስ አመት ለማክበር እንግዲህ ሁሎችንም ቤተሰቦችን በመጥራት በጌን አርጄ ማለት ነው። ቡና በማፍላት እና ደግሞ የተለያዩ ሌሎችን ቆሎ እንዲሁም ጠላ አረቄ እና የመሳሰሉ ነገሮችን በመግዛት ወይም ደግሞ በመበጥበጥ ማለት ነው። በቤት ውስጥ በማዘጋጀት ከቤተሰቦቼ ጋራ ምግብ እየተቋደስን ይህን አዲስ አመት እንግዲህ በደንብ ሁኔታ እናከብራለን ማለት ነው። እና ሁሉም ሰው እንደየ አካባቢው እና እንደየ አቅሙ አዲስ አመትን በቻለው አቅም እና መጠን ያከብራል ማለት ነው። እንግዲህ በጣም ሀብታም የሆኑ ሰዎች ደግሞ አዲስ አመትን በሬ በማረድ ሊያከብሩ ይችላሉ እንዲሁም ደግሞ የተለያየ መዝናኛ ቦታ ላይ በመሄድ በመዝናናት አዲስ አመትን የሚያከብሩ አሉ ማለት ነው። እንግዲህ አዲስ አመትን ምንም አይነት ስራ አናከናውንም ይህ ማለት በቅድስት ዮሐንስ የሚባለው በእኛ አዲስ አመት መስከረም አንድ ቀን ብለን የምንጠራው ማለት ነው። እናም በዚህ ወቅት እንግዲህ ሰው ስራ ቢኖረውም እንኳን ከዛ ስራ መውጣት በፍቃድም ሊሆን ይችላል እንዲሁ። ስራ በዛን ቀን ዝግ ይሆንና በዛ ስራ እንግዲህ ስራ ሳንሄድ ዝም ብለን በቤታችን ውስጥ እየበላን እየጠጣን እየተጫወትን እንዲሁም ደግሞ እየተደሰትን አዲስ አመትን እናገብራለን ማለት ነው። እና የአዲስ አመት አካባቢ እኛ ላይ እንግዲህ ድባቡ እጅግ በጣም ደማቅ ነው ማለት ነው። እንግዲህ አዲስ አመትን ለማቅበር የተለያዩ ጨዋታዎች አሉ ማለት ነው። እነዛ ጨዋታዎች ላይ እንግዲህ ልጅ አገረዶች ይወጣሉ ማለት ነው። ልጅ አገረዶች እየዘፈኑ ዘፈን እየዘፈኑ ማለት ነው። እኛም እንደዚሁ ወንዶች በአንድ ላይ በመሆን እየዘፈንን ልጅ አገረዶችን የምንወዳትን ወይም ደግሞ ለእጮኛ ለፍቅረኛ የምንፈልጋትን ጓደኛ እንግዲህ ሄደን ጨብጠን በመሳብ አዲስ አመትን በእንዲህ አይነት ሁኔታ እናከብራለን ማለት ነው። እና በእኛ አካባቢ አዲስ አመት በደማቁ ነው የሚከበረው ማለት ነው። ነገር ግን አሁን እያደግን ስንመጣና ባህልም እየተቀየረ ሲመጣ እንደዚህ አይነት አከባበሩ ቀርቶ በቤት ውስጥ ብቻ ስጋ አርዶ በመብላት አዲስ አመትን አብዛኛው ሰው እያሳለፈ ይታያል ማለት ነው። እንዲሁም ደግሞ አሁን ላይ ግን ህፃናት ሆታ እያሉ ለተለያዩ ወደ ከተማ እየሄዱ አዲስ አመትን እያከበሩ እናያለን ማለት ነው። እና እኛ አደግ እያልን በሄርን ቁጥር ለአዲስ አመት ያለን ወይም ደግሞ ለጨዋታ ያለን ፍቅር እየቀነሰ ነገር ግን ምግብ ብቻ ቤት ውስጥ በመሆን ምግባችንን እየበላን አዲስ አመትን እናሳልፋለን ማለት ነው። እናም እንግዲህ በተለያየ አካባቢ የአዲስ አመት አከባበር ስነ ስርዓት ይኖራል ማለት ነው። ከተማ አካባቢ የሚኖረው የአዲስ አመት አከባበር ስነ ስርዓት እና ገጠር አካባቢ የሚኖረው የአዲስ አመት አካባቢ ስነ ስርዓት እጅግ በጣም የተለያየ ነው ማለት ነው። እንዲሁም ከዚሁም በተለያየ ከክልል ክልል የአዲስ አመት አከባበር ስነ ስርዓቱ የተለያየ ነው ማለት ነው። እኛ አካባቢ እና ጎንደር አካባቢ የሚከበር በአዲስ አመት አከባበር የተለያየ ነው ማለት ነው። ከዛ አካባቢ የሚደረግ የአዲስ አመት አከባበሩ እንግዲህ በከፍተኛ ሁኔታ የበዓላት ልብሶች ይለበሳሉ ነጭ የበአል ልብሶች ተለብሰው ቤተክርስቲያን በመሄድ ቤተክርስቲያን በመሳም እነዛን አዲስ አመት ያከብራሉ ማለት ነው። እኛ አካባቢ ላይም እንደዚሁ እንደዛኛው ነው ባይባልም ያው ቤተክርስቲያን በመሄድ ታቦት በመሳም አዲስ አመትን እናከብራለን ማለት ነው። ቅዳሴ በማስቀደስ ነው። እንግዲህ አዲስ አመትን ሰዎች በተመቻቸው አግባብ አዲስ አመትን ያከብራሉ ማለት ነው። እኔ እንግዲህ አዲስ አመትን ሳከብር በዚህ መርኩ ነው ማለት ነው። እጮኛዬን እየሳምኩ እጮኛዬን እየተጫወትኩ

እሺ ሰላም ሰላም ጤና ይስጥልኝ አመሰግናለሁ እንግዲህ በመንገድ ላይ ምግብ ትገዛለህ ለሚለው ጥያቄ ለመስራት እወዳለሁ ማለት ነው። ምላሼም አዎ በመንገድ ላይ በመንገድ ላይ ምግብ እገዛለሁ እንግዲህ በምግብ ላይ ምግብ በመንገድ ላይ ምግብ የምገዛበት ብዙ አይነት ምክንያቶች አሉ ማለት ነው። ከእነዚህ ምክንያቶችም መካከል እንግዲህ በመንገድ ላይ ስንሄድ ሩቅ ቦታ የምንሄድ ከሆነ የተለያዩ ምግቦችን ልንገዛ እንችላለን ማለት ነው። ምክንያቱም ደግሞ እንግዲህ እነዚህን ምግቦች የምንገዛበትም ምክንያት ከቤተቻችን ይዘን መሄድ ስለማያስፈልገን ምክንያቱም ከባድ ስለሚሆን ወይም ደግሞ ስለሚበላሹ በተለይ መንገድ ስንሄድ እንግዲህ እነዚህን ምግቦችን ገዝተን ልንጠቀም እንችላለን ማለት ነው። እነዚህን ገዝተን ምግቦችን ገዝተን የምንጠቀምበት ምክንያት ብዙ አይነት አላማዎች አሉን ማለት ነው። ምክንያቱም እዛ ሀገራችን ለመድረስ እጅግ በጣም ረጅም ጉዞ ከሆነ የግዴታ ይህንን ምግብ ገዝትን መጠቀም ይኖርብናል ማለት ነው። ይህንን ምግብ ገዝቶ ለመጠቀም እያንዳንዳችን የራሳችን የሆነ ፍላጎት ይኖራል ማለት ነው። እንግዲህ መንገድ ላይ የምንጠቀም ምግብ የምንገዛበት ምክንያት በትራንስፖርት እየተጓዝን ለምሳሌ እኔ ወደዚህ ስመጣ ምግብ ላይ መንገድ ላይ ምግብ ገዝቼ እመግባለሁ ማለት ነው። ይሄ የሆነበት ምክንያትም እንግዲህ በፊቴ የተነሳሁት እጅግ በጣም ገስግሼ በመሆኑ በዛን ሰዓት ምግብ መገብ ስለማልችል መንገድ ላይ ምግብ ገዝቼ ልመገብ እችላለሁ ማለት ነው። እናም እንግዲህ መንገድ ላይ ምግብ መመገብ ብዙ ጥቅሞችና ጉዳቶች ይኖሩታል ማለት ነው። መንገድ ላይ ምግብ መግዛት እንግዲህ ከሚኖሩት ጉዳቶች መካከል እንግዲህ ምናልባት ያ የተሰማ መንገድ ላይ የተገዛ ነው ምግብ የተበላሸ ወይም ደግሞ ያልሆነ ነገር ሊሆን ይችላል ማለት ነው። ይሄን ማለት የተዘጋጀበት ውሃ ለምሳሌ የተበላሸ ሊሆን ይችላል። እንዲሁም ደግሞ የተሰራበት ምግብ የምግብ የተለያየ ተክሎችን ልንጠቀም እንችላለን ማለት ነው። እና እነዛ ተክሎች እንግዲህ እየተበላሹ እየቆዩ አይነት ምግቦች ሊሆኑ ይችላሉ ማለት ነው። እና እነዚህ ምግቦችም እንግዲህ ለበሽታ ሊያጋልጡ ይችላሉ ማለት ነው። እና ይህ ስለሆነም እንግዲህ የተለያዩ ምግቦች ገዝተን መጠቀም እንደዚህ አይነት ጉዳቶች ሊኖሩት ይችላሉ ማለት ነው። ከዚህም በተጨማሪ እንግዲህ ጥቅም ሊኖረው ጥቅም አለው ማለት ነው ጥቅሙ ምንድነው? ካልን እንግዲህ ወደዛ ለመድረስ በጣም ረጅም ሰዓት ስለሚወስድብን መንገድ ላይ ምግብ ባናገኝ እዛ ለመድረስ እጅግ በጣም ሊረበን እንዲሁም ደግሞ ልንታመም እንችላለን ማለት ነው። ይህ እንዳይሆን እንግዲህ ምግብ መመገብ አስፈላጊ ስለሆነ እንደ አያመን ከዛ ከመንገድ ላይ ምግብ ገዝተን ልንጠቀም እንችላለን ማለት ነው። እና ምግብ መንገድ ላይ ገዝቶ የሚጠቀም ሰው በጣም ቶሎ የሚረበው አይነት ሰው ነው ማለት ነው። አንዳንድ ሰዎች ግን ወደ መንገድ ሲሄዱ ምንም አይነት ምግብ ሳይገዙ መንገድ ላይ ምግብ ሳይበሉ ቀጥታ ቤታቸው የሚደርሱም አሉ ማለት ነው። እንዲሁም ደግሞ አንዳንዶቹ ከቤታቸው ከመንገድ ምግብ ላለመግዛት ሲሉ ከቤታቸው ምግብ ቆጥረው የሚሄዱም አሉ ማለት ነው። እኔ ግን ከቤቴ ምግብ ይዞ መሄድ በጣም ያስጠላኛል ምክንያቱም አያያዙም አስቸጋሪ ስለሚሆን እንዲሁም ደግሞ ጉዞ ላይ ምግቡ ሊደፋ ይችላል ወይም ደግሞ የተለያየ የችግር ወይም ደግሞ መጥፎ የሆነ ነገር ቆሻሻ ወይም የመሳሰሉት ነገሮች ሊገቡበት ይችሉና ምግቡ ሊበላሽ ይችላል ማለት ነው። ከዚህም በተጨማሪ እንግዲህ ምግቡ ሊደፋ ይችላል ማለት ነው እና እንደዚህ እንደዚህ አይነት ችግሮች ስለሚኖሩ ምግብ ይዞ መሄድ በጣም ያስጠላኛል ማለት ነው። ይልቅስ መንገድ ላይ መግዛት በጣም ያስደስተኛል ማለት ነው። እናም አብዛኛው ሰው ቤት ከቤቱ ምግብ ይዞ መውጣትን አይወድም ይልቅስ ደግሞ በመንገድ ላይ ምግብ በመግዛት ያንን ይጠቀማማት ነው። እናም እንግዲህ የተለያዩ ሰዎች ምግብን ይዞ ሲሄዱ ቆጥረው ሲሄዱ እናያለን ማለት ነው መንገድ ላይ ገብረው ለመግዛት እንደዚህ አይነት ሰዎች እንግዲህ አንዳንድ ሰዎች ይቆጥቋጣ እያለ ይጠራቸዋል ማለት ነው። እንደዚህም ያለበት ምክንያት መንገድ ላይ ገዝተው እንዳይገዙ ነው ወይ የሚል? ስም ለመስጠት ይመስላል ማለት ነው። እናም እንደየሰዎቹ የእድሜ ሁኔታ እንግዲህ ምግብን መንገድ ላይ ገዝቶ የመብላት ሁኔታ ይታያል ይወሰናል ማለት ነው። ይህ ማለት ህፃናት በተለይ ደግሞ መንገድ ላይ ምግብ ይገዛሉ ማለት ነው። ትላልቅ ሰዎች ግን ጾም በሚሆንበት ጊዜ ለምሳሌ መንገድ ላይ ምግብ ላይገዙ ይችላሉ ማለት ነው። እናም እንግዲህ ምግብ መግዛት የእድሜ ክልል እንደሚወስነን እንዲሁም ደግሞ የምንሄድበት የሀገሩ ርቀት ይወስናል ማለት ነው። እንዲሁም በተጨማሪ ደግሞ የቀኑ ሁኔታ ለምሳሌ ጾም በሚሆንበት ጊዜ መንገድ ላይ ምግብ ላንገዛ እንችላለን ምክንያቱም በጾም ሰዓት እንግዲህ ምግብ ስለማንበላ እስከ ሰዓት እስከሚደርስ ድረስ አሰብንበት ቦታ የምንደርስ ከሆነ ምግብ መግዛት ላይጠበቅብን ይችላል ማለት ነው። እና በዚህ በዚህ መንገድ እንግዲህ ምግብ ከመንገድ ላይ ልንገዛም ላንገዛም እንችላለን ማለት ነው።

ሰላም ሰላም ጤና ይስጥልኝ እንግዲህ የስራ ቦታ ደህንነት እንዴት ነው ለሚለው ጥያቄ መልስ ለመስጠት እወዳለው ማለት ነው። የስራ ቦታ ደህንነት ማለት እንግዲህ በስራ ቦታ ያለህን ስራ ቦታ አካባቢ ያለህ የደህንነት ሁኔታ ወይም ደግሞ ያለው አጠቃላይ ሁኔታ ማለት ነው። ስራ ቦታ ላይ ያለው ምቾት አጠቃላይ ሁኔታው የሚያጠቃልል ማለት ነው። እንግዲህ የስራ ቦታ ላይ ደህንነት ስንል በስራ ቦታ ላይ ያለን ከሰዎቹ ጋር ያለን መስተጋብር እንዲሁም ደግሞ በስራ ቦታ ላይ ያለው የቦታው ሁኔታን የሚያጠቃልል ነው ማለት ነው። ስለዚህ በስራ ቦታ ላይ ያለው ሁኔታ እጅግ በጣም አሪፍ ነው ማለት ነው። ያለሁበት የስራ ቦታ ደህንነቱ እጅግ በጣም ደስ የሚል ነው ማለት ነው። እንግዲህ የስራ ቦታ ደህንነት እጅግ በጣም አስፈላጊና ወሳኝ የሆነ ነገር ነው ማለት ነው። ምክንያቱም የስራ ቦታ ደህንነት ጥሩ ካልሆነ ስራችንን በቀላሉ ለማከናወን እጅግ በጣም ስለሚያስቸግረን ማለት ነው። እንግዲህ በስራ ቦታ ደህንነት ምክንያት ስራችን ሊበላሽ ይችላል እንዲሁም ደግሞ ስራችንም ደግሞ ጥለን ልንወጣ እንችላለን ማለት ነው። ስለዚህም የስራ ቦታ ደህንነት እጅግ በጣም አስፈላጊ ነው ማለት ነው። የስራ ቦታ ደህንነት እንግዲህ ከሁሉም በላይ በጣም ደስ የሚልና የሚመች ነገር ነው ማለት ነው። የስራ ቦታ ደህንነት በጣም ደስ የሚል እና የሚያምር ሁኔታ ነው ማለት ነው። እና የስራ ቦታ ደህንነት እንግዲህ በጣም አስፈላጊ ነው። አንድን ስራ ለማከናወን የስራ ቦታ ደህንነት በጣም አስተማማኝ ካልሆነ የስራ ቦታ ደህንነቱ የተጠበቀ መሆን አለበት እንዲሁም ደግሞ የስራ ቦታ ደህንነት ስንል እንግዲህ ከጸጥታ አንፃርም የስራ ቦታ ደህንነት ይገለጻል ማለት ነው። እንግዲህ የምንሰራበት ቦታ ደህንነቱ የተጠበቀ ከተለያዩ ጫጫታዎች ሁከቶች እንዲሁም ደግሞ ከተለያዩ መጥፎ ነገሮች የራቀና አሪፍ የሆነ መሆን አለበት ማለት ነው። እንግዲህ ይህ የስራ ቦታችን በጣም ምቹ መሆን አለበት ስራችንን በአግባቡ ለማከናወን። ከሚረብሹ ነገሮች እና ከመጥፎ ነገሮች ነፃ መሆን አለበት ለምሳሌ ብናይ የተለያዩ መጥፎ ነገሮች መኖር የለባቸውም። ረብሻዎች ሁከቶች የሚኖሩ ከሆነ በአግባቡ ስራችንን መከታተል ስለሚያስቸግረን እንደዚህ አይነት ነገሮች ከአካባቢያችን ሊርቁ ይገባል ማለት ነው። እንዲሁም ደግሞ ደህንነቱ ሲባል ለምሳሌ ለአዳጋ ተጋላጭነቱ ማለቱ ነው። ስለዚህ በአካባቢያችን ያለው የስራ ቦታ ደህንነት ጥሩ መሆን አለበት። ለምሳሌ ዘበኛ ልንቀጥር እንችላለን ይህም የምናደርገው ደግሞ በስራ እውቀታችን ላይ ያሉ እቃዎች ለስራ የምንጠቀማቸው የተለያዩ እቃዎችን እንዳይዘረፉና እንዳይወሰዱ ከማድረግ አንፃር ይህም ደህንነቶችን ወይም ደግሞ የስራ ጥበቃዎችን መቅጠር በጣም አስፈላጊ ይሆናል። ከዚህም በተጨማሪ እንግዲህ አካባቢያችን ጎጂ ነገሮች መኖር የለባቸውም ማለት ነው። ለምሳሌ በአካባቢያችን ላይ በእኛ ላይ ጉዳት ሊያደርሱ የሚችሉ ነገሮች ከእኛ ላይ መራቅ አለባቸው። ይህም ሲባል እንግዲህ የተለያዩ ነገሮች ለምሳሌ ፀሀይ የመሳሰሉ ነገሮች ፀሀይ ለምሳሌ እኛ ላይ መሆን የለባትም ይህ ማለት ስራችንን በአግባቡ እንዳንሰራ ስለምታደርግ ማለት ነው። ቤታችን ከላይ ጣሪያ ያለበት መሆን አለበት ማለት ነው። እንዲሁም ደግሞ ይህ ቦታም በተመሳሳይ ከሙቀት ነፃ የሆነ ተመጣጣኝ አየር ንብረት ያለው መሆን አለበት ከፍተኛ ሙቀት የሚሆን ከሆነ እንግዲህ ስራችንን ለመስራት በጣም ያስቸግራል ማለት ነው። ስለዚህም በስራ ቦታችን አሪፍ እንዲሆን መስኮቶች ክፍት ሊሆኑ ይችላሉ በቂ አየር የሚያስገባና የሚያስወጣ መሆን ሊኖርበት ይችላል እንዲሁም ደግሞ ቬንትሌተር ወይም ደግሞ የማቀዝቀዣ ከጣርያው ላይ ተደርጎ ያ ሙቀት እንዲቀንስ የሚደረግበት ሁኔታ መመቻቸት አለበት ማለት ነው። ከዚህም በተጨማሪ እንግዲህ ሰዎች እኛ ላይ ጉዳት ሊያደርሱ የሚችሉ ሰዎች ወደ እኛ መጥተው በቀላሉ ጉዳት እንዲያደርሱብን ጥበቃዎችን ቀጥረን ወይም ደግሞ የደህንነት ሰራተኞችን በመቅጠር ሊሆን ይችላል ማለት ነው። እንዲሁም ደግሞ የተለያዩ መጥፎ ሽታዎች ከኛ ከምንሰራበት ቦታ ሊርቁ ይችላሉ መቻል አለባቸው ይሄም የሆነበት ምክንያት እንግዲህ በመስኮታችን ላይ ወይም ደግሞ በበር እየገባ ያ ሽንት ቤት እንግዲህ እኛን ሊጎዳ የሚችል መሆን የለበትም ማለት ነው። ይህን ለማድረግም እንግዲህ ደህንነት በጣም መኖር አለበት የጽዳት ሰራተኞች ሊቀጠሩ ይገባል ማለት ነው። እንዲህ እንዲህ እያለ እንግዲህ ደህንነትን ማጠናከር በጣም አስፈላጊ ነው። ለስራን ስኬታማ አድርጎ ለማከናወን እንግዲህ የአካባቢ ደህንነት የስራ ቦታ ደህንነት እጅግ በጣም ወሳኝና አማራጭ የሌለው ሁኔታ በመሆኑ ሁላችንም ይህንን የስራ ደህንነት ልንከተልና ልንተገብረው ይገባናል ማለት ነው። እንግዲህ እኔ የምሰራበት የስራ ቦታ እንግዲህ በጣም የሚያምርና አሪፍ የሆነ ነው ማለት ነው። እና ሁላችሁም የስራ ቦታ ደህንነታቹን ልታጠናክሩ ይገባል ማለት ነው። ምክንያቱም የሰራው ቦታቹ ደህንነት ጥሩ ካልሆነ እጅግ በጣም አስቸጋሪ

ሰላም ሰላም ጤና ይስጥልኝ። እንግዲህ የአካባቢው ገበያ እንዴት ነው የሚለውን ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ በአካባቢያችን ገቢያ በጣም ብዙ አይነት ገበያዎች አሉ ማለት ነው። ይህም ማለት እንግዲህ ከብት የምንሸጥበት ገበያ አለ። በግ በሬ አህያ እንዲሁም ደግሞ ፍየል የምንሸጥበት ገበያ ማለትም የበግ የፍየል ባንድ ሆኖ የከብት የበሬና የሃያ ባንድ ላይ ነው ማለት ነው። እና እነዚህም እንግዲህ ገበያዎች በብዙ ጊዜ የሚከናወኑት በባል ወቅት ነው። ምክንያቱም አብዛኛው የኛ አከባቢ ሰው አርሶ አደረገም ከመሆኑ የተነሳ በስራ ወቅት እንግዲህ ገቢያ አይሄድም ማለት ነው። እና በስራ ወቅት ያሉ ገበያዎች ቀዝቀዝ ያልሆናቸው ነገር ግን ቅዳሜ ወይም ደግሞ የተለያዩ የወር ባዐለ በሚሆኑበት ጊዜ እንግዲህ ገበያዎች በከፍተኛ ሁኔታ መሟሟቅ ይታያል ማለት ነው። እና ይህ ገበያ ከፍተኛ የሆነ ገቢ ነው ማለት ነው። ለእያንዳንዱ ሰዎች ምክንያቱም ነጋዴ ንግድ በመነገድ የሚኖሩ ሰዎች አሉ ማለት ነው። እና እነዚህ ነጋዴዎች እንግዲህ ይህንን ንግድ በመነገጥ ገቢያቸውን በማግኘት እንሯቸውን መግፋት ይችላሉ ማለት ነው። እና የኛ ገበያ እንግዲህ ብዙ ጊዜ ሞቅ የሚለው ቅዳሜ ቅዳሜ በተለይ ከሁሉም የገበያ ቀናት በተለየ ሞቅ ያለ ነው ማለት ነው። እና በእነዚህ ገቢዎች ላይም እንግዲህ የተለያዩ እህሎችን ይሸጣሉ ይገዛሉ ማለት ነው። ለምሳሌ ብንወስድ ጤፍ ስንዴ በቆሎ የመሳሰሉ እንዲሁም ደግሞ በርበሬ እነዚህ እንትኖች በገበያ ቀን የሚሸጡ ናቸው ማለት ነው። እና ከገበያ በመሄድ እንግዲህ እነዚህን ነገሮች በቀላሉ መግዛት እንችላለን ማለት ነው። ከገበያ እንግዲህ የፈለግነውን ነገር ለመሸጥም ሆነ ለመግዛት በጣም የሚያመች በመሆኑ ገበያ እጅግ በጣም አስፈላጊ ነው። ለአንድ ሀገር ምክንያቱም ገበያ ላይ ነገሮችን ለመግዛት ለመለዋወጥ በጣም አስፈላጊ በመሆኑ ማለት ነው። ይህም የሆነበት ምክንያት እንግዲህ የኛ ኑሮ ለሌሎች የሌላቸው እንዲሁም ደግሞ የሌሎች ኖሯቸው የኛ የሌለን ነገር በመሆኑ ምክንያት ገበያ መለዋወጥ በጣም አስፈላጊ ነው። እንግዲህ ገበያ አሁን ብቻ ሳይሆን ከድሮ ጀምሮ የመጣ ነው ማለት ነው። የሰው ልጅ እንግዲህ ማህበራዊ ህይወት ከመሰረተ ጀምሮ ገበያን ይጠቀማል ማለት ነው። ይሄ የሆነበት ምክንያትም እንግዲህ አንደኛው ላይ ያለው በጣም ሌላኛው ላይ የሌለ በመሆኑ ይህንን ክፍተት ለመሙላት እንግዲህ ገቢያን ይጠቀማል ማለት ነው። እና የኛ አካባቢ ገበያ እንግዲህ ከስራ ይልቅ በባል ላይ ደመቅ ያለ የሚሆን አይነት ነው ማለት ነው። እናም እኔ ቅዳሜ ቅዳሜ በግ ስለምሸጥ ያንን በግ ይዤ ወደ ገበያ እሄዳለሁ ማለት ነው። ይህ ገበያ እንግዲህ ለብዙ ሰዎች የገበያ ምንጭ በመሆን ያገለግላል ማለት ነው። ለነጋዴዎቹ እንግዲህ ነገሮቻቸውን በመሸጥ ትርፍ ማግኘት ሲችሉ እንዲሁም ደግሞ ጠላ በምሽት የሚኖሩ ሰዎችም በቅዳሜ በቅዳሜ ቀን እከተማ አርካባቢ የሚኖሩ ሰዎች ጠላ ይሞላሉ ማለት ነው። እና ይሄን ጠላም ለነጋዴዎች ወይም ደግሞ ለገቢያ ለሚመጡ ሰዎች በቀላሉ ለመሸጥ ያስችላቸዋል ማለት ነው። እንዲሁም ደግሞ ለቀን ሰራተኛውም ቢሆን ይህ ገበያ በጣም ወሳኝ ነው ማለት ነው። ምክንያቱም ለምሳሌ አንዳንዶች ጋሪ የእጅ ጋሪ የሚሰሩ እንዲሁም ደግሞ በአህያ ጋሪ በበቅሎ ጋሪ የሚሰሩ አሉ ማለት ነውና እነዚህም እንግዲህ ገቢ ምንጭ እንዲያገኙ በጣም ያስችላቸዋል ማለት ነው። ያግዛቸዋል ይህንን እንግዲህ ጓዝ በመውሰድ በመዳበሪያ የሞላ አንድ ጭነት የተወሰነች ቦታ በማንቀሳቀስ ሃያ ብር ሰላሳ ብር እስከ አምሳ ብር ባለው ሊቀበሉ ይችላሉ ማለት ነው። ከእነዚህም በተጨማሪ እንግዲህ አሽከርካሪዎች ወይም ደግሞ የመኪና ባለሀብቶች መኪና ያላቸው ባለሀብቶችም ከዚህ ገበያ ጥቅም ያገኛሉ ማለት ነው። እንግዲህ ጥቅም የሚያገኙበትም እንዴት ነው ካላችሁኝ? ሰዎችን ከገበያ ወደ ቤታቸው በመውስድ እንዲሁም ደግሞ ከቤታቸው ወደ ገበያ በማድረስ እንግዲህ ገቢ ያገኛሉ ገቢያቸውን ይሰበስባሉ ማለት ነው። እንግዲህ በአጠቃላይ ገበያ በጣም ትልቅ የሆነ እንቅስቃሴን የሚያሳይ ነው ማለት ነው። እና ገበያ በጣም ወሳኝ ነው ማለት ነው። እንግዲህ ይሄ ገበያ የጥቁር ገበያ ወይም ደግሞ የልክ ገበያ ተብሎ ሊከናወን ይችላል ማለት ነው። ይሄ ማለት አንዳንድ ገበያዎች እንግዲህ በድብቅ የሚሰሩ ገበያዎች አሉ ማለት ነው። የተከለከሉ ነገሮች በድብቅ ሲሸጡና እናያለን ለምሳሌ ስኳርና ዘይት በድብቅ ሲሸጡ እናያለን ማለት ነው። እንደውም ደግሞ ያይ ጥምር የሚባለው ነገር በድብቅ ይሸጣል ማለት ነው። ይህ የሆነበትም ምክንያትም እጽዋት እንስሳትን መግደል በጣም ተገቢ ስላልሆነ መንግስት ስለሚከለክል ነው ማለት ነው። እና በአጠቃላይ ገበያ እንግዲህ ለአንድ ሰው በጣም አስፈላጊ ነው ለአንድ ሰው ብቻ ሳይሆን ለአንድ ሀገር በጣም አስፈላጊ የሆነ ነገር ነው። እና ገበያ ማድረግ በጣም ከሁላችንም የሚጠበቅ በመሆኑ ሁላችንም ገበያ ላይ ልንበረታ ይገባል ማለት ነው። ገበያ እንግዲህ ነገሮችን ለመነገድ ለመለዋወጥ

ሰላም ሰላም ጤና ይስጥልኝ እንግዲህ በቤትህ ምን አይነት እቃዎች አሉ ለሚለው ጥያቄ ምላሽ ለመስጠት ወደ እናንተ መጥቻለሁ ማለት ነው። እንግዲህ በቤቴ ውስጥ ብዙ አይነት እቃዎች ይገኛሉ ማለት ነው። እንግዲህ እነዚህ እቃዎች ለተለያየ አላማ እጠቀምባቸዋለሁ ማለት ነው። ምክንያቱም በቤት ውስጥ እቃዎች ከሌሉ ነገሮችን ለማከናወን አንችልም ማለት ነው። እነዚህ እቃዎች እንግዲህ ብዙ አይነት ጠቅሜታዎች አሏቸው ማለት ነው። ከእነዚህ እቃዎች መካከልም ለምሳሌ ብንወስድ ሙቀጫ የሚባል አለ። ይህ ሙቀጫ እንግዲህ ብዙ ስራዎችን እንሠራበታለን ማለት ነው። ለምሳሌ ብንወስድ በዚህ ሙቀጫ እንግዲህ ቡና ቁልተን ቡና ለማፍላት ስንፈልግ በዚህ ሙቀጫ እየወቀጥን ቡና ማዘጋጀት እንችላለን ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ይህንኑ ሙቀጫ ኑግ ለመውቀጠ ልንጠቀምበት እንችላለን። እንዲሁም ደግሞ የተለያየ ነገር ልንጠቀምበት እንችላለን። ለምሳሌ ክክ ለማድቀቅ በዚህ ሙቀጫ ተጠቅመን ልንጠቀም እንችላለን ማለት ነው። እንግዲህ ብዙ አይነት የቤት እቃዎች አሉ። ከእነዚህም በተጨማሪ ማጭድ አለ ማለት ነው። ይህ ማጨድ እንግዲህ ብዙ አይነት ጠቀሜታ አለው። ለምሳሌ ጤፍ ለማጨድ ይህንን ማጭድ ልንጠቀም እንችላለን እንዲሁም ደግሞ ይህንን ማጨድ በመጠቀም ሳር ለእንስሳቶች የሚሆን መኖ ለማቅረብ ማጭድ በጣም ያስፈልጋል ማለት ነው። እና በቤት ውስጥ በጣም እጅግ በጣም ብዙ አይነት እቃዎች አሉ ማለት ነው። ከዚህም በተጨማሪ እንግዲህ ሲኒ የሚባል አለ ማለት ነው። ይህ ሲኒ እንግዲህ ቡና ለመጠጣት የሚያስችል መሳሪያ ነው ማለት ነው። ይህ ስኔ ከብርጭቆ ነገር የተሰራና ቡናን ለመጠጣት የሚያስችለን ነው ማለት ነው። ሌላም ደግሞ የሻሂ መጠጫ አለ። ይህ የሻሂ መጠጫም እንደዚሁ ከብርጭቆ የተሰራ ሆኖ ሻይ አፍልተን የምንጠጣ በሻይ ብርጭቆ ነው ማለት ነው። ከዚህም በተጨማሪ የጠላ ብርጭቆ የሚባል አለ ማለት ነው። በዚህ የጠላ ብርጭቆ እንግዲህ ጠላ ለመጠቀም ያስችለናል ማለት ነው። ጠላ ቀድተን ለመጠጣት የብርጭቆ ልንጠቀም እንችላለን። ይህ ብርጭቆ እንግዲህ ለጠላ ብቻም ሳይሆን ውሃ የምንጠጣበትም ለውሃ መጠጫነትም ሊያገለግለን ይችላል ማለት ነው። እናም እንግዲህ የቤተ እቃዎች ብዙ አይነት አላማዎች አሏቸው ማለት ነው። ያለቤት እቃ እንግዲህ ቤት አለ ማለት በጣም ያስቸግራል ማለት ነው። ምክንያቱም የተለያዩ በቤት ውስጥ የሚሰሩ ተግባራትን የቤት እቃዎች ከሌሉን እነዛን ተግባራት ለማከናወን ስለምንቸገር የቤት እቃ ሊኖረን ይገባል ማለት ነው። አብዛኛው ሰው እንግዲህ ሁሉም ሰው ማለት ይቻላል የቤት እቃ አለው ማለት ነው። ያለ ቤት እቃ መኖር አይቻልም ይብዛ ይነስ እንጂ እንደ የሀብት መጠናችን የተለያየ የቤት እቃ ቢኖረንም። ግን ደግሞ የቤት እቃ መኖሩ በጣም ወሳኝና መኖር ያለበት ነገር በመሆኑ የቤት እቃ በየጊዜው ልንገዛ እንችላለን ማለት ነው። ሌላም ደግሞ ጠረንጴዛ የሚባል የቤት እቃ አለ ማለት ነው። ይህ ጠረንጴዛ እንግዲህ ምግብ በምንበላበት ጊዜ ምግባችንን እዛ ላይ አስቀምጠን በቀላሉ እንድንበላ ያስችለናል ማለት ነው። ምክንያቱም ምግባችንን ዝቅ ብለን ከመብላት ይልቅ ከፍ አድርጎ እዛ ላይ አስቀምጠን ምግብ መመገብ እንችላለን እንዲሁም ደግሞ መጠጥ በምንጠጣበትም ሰዓት እንግዲህ ብርጭቋችንን እዛ ጋር ልናስቀምጥ እንችላለን ማለት ነው። እና ብዙ አይነት እቃዎች የቤት እቃዎች አሉ ማለት ነው። ከዚህም በተጨማሪ ደግሞ ሌላ ቢላዋ የሚባል በቤት እቃ የሚገኝ የቤት እቃ ሊኖር ይችላል ማለት ነው። ይህ ቢላዋም እንግዲህ ብዙ አይነት ጠቀሜታዎች አሉት። ከጠቀሜታዎቹ መካከል ስንነሳ የመጀመሪያውን ደረጃ የሚይዘው እንግዲህ ይህ ቢላዋ ሽንኩርት ለመክተፍ የምንጠቀምበት መሳሪያ ነው ማለት ነው። በዚህ ቢላዋ እንግዲህ እየከተፍን ሽንኩርት ወጥ ለመስራት ወይም ደግሞ በድቁስ ወይም ከሽንን ለመብላት ስንጠቀም የግድ ቢላዋ ያስፈልገናል ማለት ነው። በቢላዋ በመጠቀም ሽንኩርቱን ከላጥን በኋላ በቢላዋ እና ጣውላ በመጠቀም ሽንኩርቱን ከትፈን ወጥ መስራት እንችላለን ማለት ነው። እና ይህም ሌላኛው የቤት እቃ ነው ማለት ነው። ከዚህም በተጨማሪ እንግዲህ ሽንኩርቱን ከከተፍና ካዘጋጀን በኋላ ወጥ ለመስራት የሚያስፈልገን ድስት ወይም ደግሞ ብረት ድስት የሚባል የእቃ እቃ የቤት እቃ አለ ማለት ነው። ይህ እንግዲህ በሁለት መልኩ ወጥ ልንሰራ እንችላለን ማለት ድስት በመጠቀም ወጥ ልንሰራ እንችላለን ይህ ድስት ማለት እንግዲህ ከሽክላ የተሰራ ውስጡ ልዝብ የሆነና ተሟሽቶ የተለያየ ምግብ ለመስራት የሚያስችል ነው ማለት ነው። እና በዚህም ድስት ወጥ ስንሰራ እጅግ በጣም ከብረት ድስቱ በተሻለ የሚጥም ወጥ እንድንሠራ ያደርገናል ማለት ነው። ምክንያቱም በዚህ ወጥ ስን ሰራ በጣም ብስል ብሎ ትክን ብሎ ነው የሚሰራው። እና ይህ ደግሞ ከብረት ድስት በተሻለ ሁኔታ ጥቅም አለው ማለት ነው። ብረት ድስት ደግሞ በጣም በምንፈጥንበትና ቶሎ ለመሄድ ለስራ በቸኮልንበት ጊዜ እንዲሁም ደግሞ በበራበን ጊዜ በብረት ድስት ምግብ ብናበስል ቶሎ የመድረስ እድሉ ከፍተኛ ነው ማለት ነው

ሰላም ሰላም ጤና ይስጥልኝ እንግዲህ ይሄንን ጥያቄ ለማቅረብ ወደ እናንተ መጥቻለሁ ማለት ነው። ጥያቄውም የምትወደውም የምትወደው አትክልት ምንድነው የሚል ነው ማለት ነው? እንግዲህ እኔ የምወደው ብዙ አይነት አትክልቶችን እወዳለሁ ማለት ነው። ቀን እነዚህም አትክልቶች መካከል እንግዲህ የሀበሻ ጎመን እና ጥቅል ጎመን የሚባሉትን አትክልት በጣም አድርጌ እወዳለሁ ማለት ነው። እንግዲህ አትክልቶች ፍራፍሬዎች ሊሆኑ ይችላሉ እንዲሁም ደግሞ ኖርማል አትክልት ሊሆን ይችላል ማለት ነው። እናም እንደዛ አትክልቶች ከፍተኛ የሆነ ጥቅም አላቸው ማለት ነው። ከጥቅማቸው መካከል ስንነሳ አትክልቶች እንግዲህ ምግብን የመከላከል ምግብ ተከላካይ በሽታን ተከላካይ ምግቦች ተብለው ከሚመደፉት የምግብ ንጥረ ነገሮች መካከል ናቸው ማለት ነው። እና እነዚህ ምግቦች እንግዲህ በጣም ምግብን የሚያጠፍጡ ናቸው ማለት ነው። ተሰርተው ወይም ደግሞ ሳይሰሩ በጥሬነታቸው የሚበሉ አትክልቶች አሉ ማለት ነው። እንግዲህ ጎመንን ስንመለከት የሀበሻ ጎመን በመጀመሪያ በቢለዋ ከተከተፈና ከተቆረጠ በኋላ። ተቀቅሎ በእሳት መቶት ዘይት ምናምን ሽንኩርት ተጨምሮበት እንዲሁም ደግሞ ድኩስም ሊጨመርበት ይችላል እና ጨው ተጨምሮበት ይህ ምግብ በአሪፉ ተዘጋጅቶ ለምግብ ነት ይውላል ማለት ነው። ይህ እንግዲህ በሽታን የመከላከል አቅም ያለው እና በጣም የሚጣፍጥ ምግብ አይነት ነው ማለት ነው። ሌላው ደግሞ በሁለተኛ ደረጃ ጥቅል ጎመን የምንለው እንግዲህ ይኸው እንደዚህ ተጠቅሎ ወይም ደግሞ የዱባ ቅርጽ ያለው ሲሆን ቅጠላ ቅጥል ነው ማለት ነው። እና ይህ እንግዲህ እንደዛው እንደ ሀበሻ ጎመን ከተከተፈ በኋላ ውሃ ትንሽ ጠብ እየተደረገ በደንብ ከተቀቀለና ከበሰለ በኋላ ቀጥታ ለምግብነት ይውላል ማለት ነው። ይህ ምግብም እንግዲህ በሽታን ለመከላከል ከሚያስችሉ ምግቦች መካከል አንዱ ነው ማለት ነው። እንግዲህ ይሄ ምግብ ብዙ ጠቀሜታዎች አሉት ማለት ነው እንደሚታወቀው ምግብ እንደ መድሃኒት ነው ምክንያቱም የሰው ልጅ ምግብ ካልተመገበ መኖርም ሆነ የተለያዩ ስራዎችን ተግባራትን ማከናወን አይችልም ማለት ነው። እነዚህን ስራዎችን እና ተግባራትን ለማከናወን እንዲሁም ደግሞ በህይወት ለመቆየት የሰው ልጅ ምግብ ያስፈልገዋል ማለት ነው። ከእነዚህ ምግቦች መካከል እንግዲህ አትክልት ከምግቦች መካከል ይመደባል ማለት ነው። እነዛ ጥቂቶችም በሽታ ተከላካይ ምግቦች ተብለው ይመደባሉ ማለት ነው። እና ሰዎች አትክልት አብዝተው ቢመገቡ በጣም አሪፍ ነው ማለት ነው። ሌሎችን ምገብ ከሚመገቡ ይልቅ የአትክልትን መመገብ ጤናማ ያደርጋል ማለት ነው። ሌሎችን ለምሳሌ በጥሬነታቸው ከምንመገባቸው አትክልቶች መካከል ደግሞ ብንወስድ ለምሳሌ ፓፓዬ የሚባል አለ ማለት ነው። ይህ ፓፓዬ እንግዲህ ፍራፍሬ ከሚባሉት አትክልቶች ውስጥ ይመደባል ማለት ነው። እና ይሄ አትክልት በጥሬነቱ የሚበላ ነው ማለት ነው። ውስጡን እንደዚህ በመቀርደድ ከውስጥ በኩል ያለውን ክፍል በመጋጥ ይበላል ማለት ነውና ይህ በጣም የሚጥም አይነት ነው ማለት ነው። ከሌላው ውጪ ብንመለከት ደግሞ ሰላጣ የሚባል አትክልት አለ ማለት ነው። ሰላጣም እንግዲህ ከሀበሻ ጎመን ያን ያክል ብዙም ልዩነት የለውም ማለት ነው። እንደ ሀበሻ አይነት ጎመን ሆኖ ነገር ግን ይሄም እንደዛው እንደሱ በመክተፍ ማዘጋጀትና ለምግብነት ማዋል ይቻላል ማለት ነው። ሌላው ደግሞ ቃሪያ የሚባል አለ ይህ ቃሪያ እንግዲህ በሽታን ከሚከላከሉ ምግቦች በጣም ወሳኝና አሪፉ የሚባለው ነው ማለት ነው። ይህ ቃሪያ እንግዲህ ካደገ በኋላ በሁለት መልኩ ልንመገበው እንችላለን ማለት ነው። አንደኛ ክሽን አድርገን በማዘጋጀት ይህንን አትክልት ልንጠቀመው እንችላለን እንዲሁም ደግሞ ከተፋሳ ቀጥታ እየቆረጠምን ለምግብነት ልናውለው እንችላለን ማለት ነው። እና እንግዲህ አትክልት ብዙ አይነት ጥቅሞች አሏቸው ብዙ አይነት አትክልቶችም ይገኛሉ ማለት ነው። በተለይ ደግሞ አትክልቶች እንግዲህ ወደ ወደ ቡፋ አካባቢ የሀገሪቱ ክፍል ከፍተኛው ሁኔታ ይገኛል ማለት ነው። ይህ የሆነበትም ምክንያት እንግዲህ ወደዛ አካባቢ ከፍተኛ የሆነ ዝናብ በመኖሩ ይህን አትክልት ለማብቀል በቀላሉ ምቹ ነው ማለት ነው። እንዲሁም ደግሞ የአፈር ሁኔታውም ደግሞ አትክልት ለማብቀል ያስፈልጋል ማለት ነው። እንግዲህ አትክልትን ለመትከል ከፍተኛ የሆነ ለም አፈር በጣም ስለሚያስፈልግ ወደዚህ አካባቢ ደግሞ ለም አፈር አለ ማለት ነው። ለም አፈር ያለበት ምክንያቱም ብዙ እጸዋቶች ስለሚገኙ እነዛ አጽዋቶች እንግዲህ እየሞቱና እየደረቁ ወደ ብስባሽነት ተቀይረው ወደ አፈር ይቀየሩና ለም አፈርን ወይም ደግሞ መዳበሪያማ ያለው አፈር ይመሰርታሉ ማለት ነው። የአፈር እንግዲህ አትክልትን ለማምረት ከፍተኛ የሆነ ጠቀሜታ አለው ማለት ነው። ወደ እኛ አካባቢ ስነደባያም አካባቢ ግን አትክልት ትንሽ ለማብቀል እና ለማሳደግ እጅግ በጣም ያስቸግራል

ሰላም ሰላም ጤና ይስጥልኝ እንግዲህ የተጠየቅኩትን ጥያቄ ለመመለስ እወዳለሁ ጥያቄውም ዳቦ ማብሰል ትችላለህ የሚል ነው ማለት ነው። አዎ ዳቦ ማብሰል እችላለሁ እንግዲህ ዳቦ ማለት ከምግብ አይነቶች አንዱ ነው ማለት ነው። ምክንያቱም ምግብ እንግዲህ ለሰው ልጅ አስፈላጊ በመሆኑ። ይህንን ምግብ እንግዲህ ለመመገብ የግዴታ ዳቦ ስለሚያስፈልግ ወይም ደግሞ ከምግቦች መካከል ዳቦ በመሆኑ ይህንን ምግብም ለመብላት ዳቦን አብስላለሁኝ ማለት ነው። እናም ይሄን ዳቦ ለማብሰል ያን ያክል ከባድ የሚባል አይደለም። ይህ ዳቦ እንግዲህ ብዙ ጊዜ እኛ አካባቢ የሚዘጋጀው ከስንዴ እና ከበቆሎ ሁለቱን በመቀላቀል ይሆናል ማለት ነው። እንዲሁም ደግሞ እዚህ ዳቦ ላይ የሚጨመሩ ቅመማ ቅመሞች አሉ ማለት ነው። ከእነዚህም መካከል ለምሳሌ ነጭ ቅመም ጥቁር ቅመም ዲምብላል የሚባሉ ነገሮች አሉ። እነሱ ከተጨመሩ በኋላ ተቦክቶ ነው ማለት ነው። በላይ የሚጨምሩ እነሱ ከተጨመሩ በኋላ ዳቦ እስከሚቦካ ድረስ ይቆያል ማለት ነው። እንግዲህ ይሄ ዳቦ ሞቃት ወይም ደግሞ እኮ ኮፈፍ የሚልበት ሁኔታ የተለያየ ነገሮች ሊኖሩ ይችላሉ ማለት ነው። ይህም ማለት ለምሳሌ እርሾ ከተጠቀምን ዳቦ ተሎ ሊቮካ ይችላል በአንድ ሰዓት በሁለት ሰዓት ሊቮካ ይችላል እንዲሁም ደግሞ ያለበት የተቦካበት አካባቢ የአየር ንፍረት ሁኔታም ይወስናል ማለት ነው። ይህም ማለት ሞቃታማ አካባቢ ላይ ከሆነ ዳቦ በተሎ የመሞቅ እድል አለው ማለት ነው። ነገር ግን በጣም ቀዝቃዛ ቦታ ላይ ከሆነ ዳቦ ቶሎ አይቮካም ማለት ነው። እና ይሄን ዳቦ እንግዲህ ተሎ እንዲቮካ ለማድረግ እርሾ ልንጠቀም እንችላለን እንደውም ደግሞ ፀሀይ ላይ ልናወጣው እንችላለን ማለት ነው። ከዚህም በተጨማሪ እዳቦው ላይ ማለትም እቡኮው ድብቱ ላይ ቅራሪ ልንጠቀም እንችላለን ማለት ነው። ምክንያቱም ቅራሪ የምንጠቀምበት ምክንያት እዚህ ቅራሬ ውስጥ እርሾ ስላለ ነው። እና ይህ እርሾ ደግሞ ዳቦ በተሎ ኩፍፍ እንዲልና እንዲነሳ ያደርገዋል ማለት ነው። እና እንግዲህ ይህ ዳቦ ማብሰል የሚካበድ ነገር አይደለም። ይህንን ካደረግን ከቦካ በኋላ ምጣድ እንጥድና ምጣዱ ላይ እንግዲህ በሁለት መልኩ ልናዘጋጅ እንችላለን። አንደኛ እንግዲህ እነዚህን ላይ ስናዘጋጅ በለሴ መልኩ ልናዘጋጀው እንችላለን እንዲሁም ደግሞ ሙጀራ ተብሎ በሚጠራው መልኩ ልናዘጋጅ እንችላለን ማለት ነው። እንግዲህ ይህ ዳቦ ለምግብነት ሲውል በተለይም ደግሞ አመድባል በሚሆንበት ጊዜ ዳቦ ይህ ግዴታ ይጋገራል ማለት ነው። ባዛቦት ቀን ብዙ ጊዜ ዳቦ አይጋገርም ማለት ነው። እንግዲህ ዳቦ ተሚጋገርባቸው አመት ባሎች ውስጥ ለምሳሌ ብንነሳ አዲስ አመት ላይ ዳቦ ያስፈልጋል ዳቦ ይጋገራል ማለት ነው። ከዚህም በተጨማሪ ደግሞ የመስቀል የደመራ ወቅት ዳቦ ይጋገራል ማለት ነው እና ይህን ጊዜ እንደውም የዳቦ አመት በዓል ተብሎ ይጠራል ማለት ነው። እና ዳቦ በዚህን ጊዜ የማዘጋጀው እኔ ነኝ ማለት ነው። ምክንያቱም ማዘር ደካማ ስለሆነች ይሄንን ማዘጋጀት ስለማትችል ዳቦ ፍቅላሉ ለማዘጋጀት እችላለሁ ማለት ነው። እናም ዳቦ ማዘጋጀት የሚከብድ ነገር አይደለም። ዳቦ ለማዘጋጀት ምጣድ እንጥድ እና የተሞቀ ወይም ደግሞ ምጣዱ ደገመ በኋላ ዳቦውን በምንፈልገው ዲዛይን አድርገን ዳቦውን ዳቦውን በምንፈልገው ቅርጽ አድርገን እዳቦዉን ማብሰል እና ማውጣት እንችላለን ማለት ነው። ተፈለግን በለሴ በትንሽ በትንሹ ያንን ዳቦ ድን ልናበስል እና ልናወጣ እንችላለን። እንዲሁም ደግሞ ተፈለግን በውጀራ ወይም ደግሞ ሙከራ ተብሎ በሚጠራበት ትልቁ ግብ አድርገን በመቅባጥ እንግዲህ ያንን በማገላበጥ ልናወጣው ሲበስል ልናወጣው እንችላለን። ምክንያቱም የምናገላብጠው ወፍራም ከመሆኑ የተነሳ በስር በኩል በስቶ በስሎ ቨላይ በኩል ሊጥ እንዳይሆን። ይሄን ለመቀላቀል እንግዲህ ዳቦውን በሁለት መልኩ አገላብጠን በፊትና በጀርባው ላይ ካደረግን በኋላ ሲበስል እናወጣዋለን ማለት ነውና። እንግዲህ ዳቦ ማብሰል ያኔ ያክል የሚከብድ አይደለም ሁላችሁም እንድትለምዱት አጋብዛችኋለሁ። እንግዲህ ዳቦ ሀይልና ሙቀት ተሚሰጡ ምግቦች መካከል ይመደፋል ማለት ነውና ሀይልና ሙቀት የሚሰጥ ከሆነ ደግሞ ዳቦን እያበስልን ልንጠቀም እንችላለን ማለት ነው። እንግዲህ ዳቦን ከተለያየ ቦታ ልንገዛው እንችላለን ማለት ነው። ነገር ግን ከመግዛት ይልቅ እኛ ዳቦን አብስለን ብንጠቀም ጥሩ ይሆናል ማለት ነው። ምክንያቱም ዳቦን ማምሰል ከመግዛት ጥሩ ስለሆነ ምክንያቱም ዳቦ እንገዛለን ብለን ስንል ከምንገዛበት ቦታ ዳቦ ሊኖር ስለማይችል እያለ ሀሳብኛው አብስለን እኛው አዘጋጅተን ዳቦውን ልንበላ እንችላለን ማለት ነው። ምክንያቱም በጥራቱም ቢሆን ይሄ ዳቦ ከምንገዛው ዳቦ የተሻለ

ሰላም ሰላም ጤና ይስጥልኝ እንዴት ናችሁ እኔ እጅግ በጣም ሰላም ነኝ ሰላማችሁ ይብዛ እያልኩ የተጠየቁትን ጥያቄ ለመመለስ። ወደዚህ ቀርቤለው ማለት ነው የተጠየቁትም ጥያቄ እንግዲህ ምን ያህል ጊዜ ወደ ገበያ ትሄዳለህ? ይላል ማለት ነው። እንግዲህ እኔ ብዙ ጊዜ ወደ ገበያ እሄዳለሁ ማለት ነው። ምክንያቱም ገበያ የምንሄድበት ብዙ አይነት አላማዎች አሉኝ ማለት ነው። እንግዲህ ነጋዴ ከመሆኔም የተነሳ ገበያ ሁሌ ሁሌ ቶሎ ቶሎ እሄዳለሁ ማለት ነው። ቢያንስ በሳምንት ሶስቴ ወይም አራት ጊዜ ሊሄድ ይችላል ማለት ነው። ከእነዚህም ቀናት መካከል ቅዳሜ ማክሰኞ ሀሙስ ወደ ገበያ እሄዳለሁኝ ማለት ነው። እንዲሁም ሰኞን ጨምሮ ማለት ነው እንግዲህ በእነዚህ ቀናት ወደ ገበያ ሄጄ የምፈልገውን ነገር ልገዛ ወይም ደግሞ ልሸጥ እችላለሁ ማለት ነው። ለምሳሌ ብቸና ወደሚባለው አካባቢ ሄጄ በግ ገዝቼ እመጣለሁ ማለት ነው። ማክሰኞ ደግሞ ኖንታ ወደ ባለ ወደ ተባለ ቦታ እነዛን የገዛዋቸውን በጎች ለመሸጥ ይዤ እሄዳለሁ ማለት ነው። ይሄም የማደርገው እንግዲህ ከብቸና ገዝቼ ማክሰኞ እነሆንታ የሚባለው ቦታ ላይ የምሸጥበት ምክንያት እንግዲህ ከብቸና ገበያ እየተወደደ አሪፍ በሆነ ዋጋ መሸጥ ስለምችል ነው ማለት ነው። እንግዲህ ገበያ ላይ መሄድ ገበያ ላይ በጣም ወሳኝ ነው ማለት ነው። ምክንያቱም ነገሮችን የፈለግናቸውን ነገር ከገበያ ለመግዛት ስለሚመችና የፈለግናቸውን ነገር ገበያ ላይ ስለምናገኛቸው ገበያ ቦታ በመሄድ እንግዲህ እነዚህን ነገሮች መግዛት ወይም ደግሞ መሸጥ እንችላለን ማለት ነው። እንግዲህ እኔ ወደ ገበያ በእነዚህ ቀናት እሄዳለሁኝ ማለት ነው። ወደ ገበያ ሲሄድ ግን የምጠቀመው የራሴ የሆነ ዘዴ አለኝ ማለት በእግሬም ልሄድ እችላለሁ እንዲሁም ደግሞ ትራንስፖርት ተጠቅሜ በመኪና ልሄድ እችላለሁ ማለት ነው። ይህ የሚሆነውም እንግዲህ እንደ ጊዜው ሁኔታ ነው ያ ማለት የሚረፍድብኝ አይነት ቀጣቂ ከሆነ በመኪና እሄዳለሁ ማለት ነው። እንዲሁም ደግሞ በእግሬ የምደርስ ከሆነ በእግሬ ቀስ እያልኩ እጓዛለሁ የያዝኩት እቃም በጣም ብዙ በሚሆንበት ጊዜ እንግዲህ የግዴታ ታክሲ እጠቀማለሁ ማለት ነው። ምክንያቱም ያንን ነገር ተሸክሜ ለመሄድ በጣም ስለሚያዳግተኝ ያንን ነገር ጭኜ በታክሲ ወደዛ እሄዳለሁ ማለት ነው። እና ሁላችንም እንግዲህ ወደ ገበያ የምንሄድበት ጊዜ ብዙ ምክንያቶች ሊኖሩ ይችላሉ ማለት ነው። እናም የተለያየ ምክንያት በሚኖርበት ጊዜ እንግዲህ ሁሌ ገበያ ልንሄድ እንችላለን ማለት ነው። ምክንያቱም የተለያዩ ነገሮች መግዛት አስፈላጊ ከሆነ እናስፈልጐ የሚገኝ ከሆነ የግድ ገበያ ሁለቀን ልንሄድ እንችላለን ማለት ነው። እናም ደግሞ ገበያ የምንሄድበት ምክንያት እና እንደ ሰዎቹ ደግሞ የተለያየ የጊዜ በተለያየ ጊዜ ወደ ገበያ እንግዲህ እንሄዳለን ማለት ነው ከጓደኞቼ ጋር ወደ ገበያ እሄዳለሁ ማለት ነው እዛም ከሄድኩ በኋላ እንግዲህ ከጓደኞቼ ጋራ በመሆን የተለያዩ እቃዎቼን እሸጣለሁ እገዛለሁ ማለት ነው። ለምሳሌ ከምገዛቸው እቃዎችን ብንጠቅስ የተለያዩ የኮስሞቲክስ ነገሮችን ከዛ ከገበያ ገዝቼ ሌላኛ ገበያ ላይ እሸጣለሁ ማለት ነው። እና በዚህም ምክንያት እንግዲህ ገቢያ ከሶስት ቀን አራት ቀን በሳምንት ሊሄድ ይችላል ነው ማለት ነው። እና ሁሉም ሰው እንግዲህ በተለያየ ጊዜ ወደ ገብያ ሊሄድ ይችላል ማለት ነው። ወደ ገብያ የሚሄድበት ምክንያት እንግዲህ ብዙ አይነት ምክንያት የራሱ የሆነ ምክንያት አለው ማለት ነው። ነጋዴ ስትሆን እንግዲህ ገቢያ ቶሎ ቶሎ ትሄዳለህ እንዲሁም ደግሞ ሌላ ስራ የምትሰራ ከሆነና ስራ የማይመች ከሆነ ገበያ ቢያንስ በሳምንት አንድ ጊዜ ልት ይኬዳል ማለት ነው። ምክንያቱም ገበያ ሳኔድ ነገሮችን ለማሳካት ስለሚያስቸግረን ገበያ ፍጹም መሄድ አለመሄድ አይቻልም ማለት ነው። እና ይህ በመሆኑ ምክንያት እንግዲህ ሁላችንም ወደ ገበያ ልንሄድ እንችላለን ማለት ነው። በተለያየ ገበያ ሰው ወደ በተለያየ ሰዓት ሰው ወደ ገበያ ይሄዳል ማለት ነው ወደ ገበያ የምኔድበት ብዙ አይነት ምክንያቶች ይኖሩናል ማለት ነው። ከእነዚህ ምክንያቶች እንግዲህ አሁን የጠቀስኳቸውን መውሰድ ይቻላል ማለት ነው። እንግዲህ እናንተ ደግሞ የምትሄዱበት ወደ ገበያ የምትሄዱበት የራሳችሁ ምክንያት ይሆናል ማለት ነው እናም የራሳችሁን ምክንያት ልትነግሩኝ ትችላላችሁ? ለምሳሌ እዚህ አሁን እያለሁ እንኳን እኔ ወደ ገበያ ዝም ብዬ አለምክንያትም መሄድ ያስደስተኛል ምክንያቱም ገበያ አጋጣሚ ደስ የሚለኝና የምፈልገው አይነት ነገር ላገኝ እችላለሁ በማለት ማለት ነው። እንግዲህ ገበያ ላይ ልብሶችን ለመግዛትም ወደ ገበያ እንሄዳለን ማለት ነው። በተለይ ደግሞ አመት በል በሚደርስበት ሰሞን ወደ ግቢያ ሁል ጊዜ እንሄዳለን እንግዲህ ወደ ገበያ የምንሄድበትን ምክንያት እቃ ለመግዛት ነው ብያለሁ እንግዲህ ለአመት በዓል ብዙ ነገሮች ስለሚያስፈልጉን እነዛ ነገሮችን ለማሳካት ለሟሟላት የግዴታ ወደ ከተማ መሄድ እና ከከተማ የፈለግነውን ነገር መግዛት እንችላለን። ከተማ ላይ እንግዲህ የሚያማርጥ ነገር ስላለና ከዛ ከከተማ ላይ እንግዲህ መግዛት የምንችል መሆኑን አሳውቃለሁ። ጤና ይስጥልኝ።